ጥያቄው ምንድነው የሚለው የምትወደው ቁጥር ስንት ነው የሚለው? እኔ የምወደው ቁጥር አብዛኛው ጊዜ ማለት ነው በጣም የምወጣው ቁጥር። አንደኛ ሃያ ዘጠኝ የምወጣው ሃያ ዘጠኝን የምወጣው ምክንያት። እኔ ኦርቶዶክስ ነኝ ክርስቲያን ነኝ ሃይማኖቴ ማለት ነው እና በሃያ ዘጠኝ የአምላካችን ማለቴ የእግዚአብሔርን ባለ ባለ እግዚአብሔር ተብለን ነው የሚከበረው በቤተክርስቲያችን በቤተክርስቲያናችን ውስጥ ማለት ነው። እና ትልቅ ባል ነው በሃያ ዘጠኝ ማለት ነው። ስለዚህ እኔ እኔ በቃ የምወደው ቁጥር አንደኛው ሃያ ዘጠኝ ነው ማለት ነው። የምወደው ቅጥር ሃያ አንድ ነው ሃያ አንድ ደግሞ የእመቤታችን የቅድስት ድንግል ማውራም በዓል ተብሎ የሚከበረውን ነው ማለቴ ስሟን የምናዘክረው ምናምን በዓል በሃያ አንድ ማለት ነው። በሃያ አንድ እውነት ለመናገር እንደውም ከሃያ ዘጠኝ ይልቅም ሃያ አንት ነው የምወደው በጣም የምወደው ሃያ አንት። ምክንያቱም የእመቤታችን የክትስ ድንግማራ ምን ባል ነው ደግሞም ሌላም በሃያ አንድን ነው የተወለድኩት መስክርም ሃያ አንድ ስለተወለድኩ የተወለድኩበትም ቀን ስለሆነ ሃያ አንድ እወደዋለሁ ማለት ነው። ደግሞም ከቅድስት ድንግል ማርያም ማለቴ የቅድስት ድንግል ማርያም በዓል መሆኑ ደግሞ ለኔ ልዩ ያደርገዋል ምክንያቱም ከእሷ ጋር በቃ የተለየ ግንኙነት አለን ብዬ አስባለሁ ለዛ ነው ሃያ አንድን በጣም የምወጣው ማለት ነው። ሶስተኛ በጣም የምወጣው ቁጥር ደግሞ አስራ ሁለት ነው አስራ ሁለት ደግሞ የ ሊቀ መላእክት የቅዱስ ሚካኤል ባል ስለሆነ አስራ ሁለት ደግሞ በጣም እወደዋለሁ ማለት ነው። ግን ሌሎ ሌሎች ባሎችም አሉ ለምሳሌ ቤተ ክርስቲያናችን ውስጥ አስራ ዘጠኝም ይከበራል ሃያ ሰባት ይከበራል አስራ ስድስትም ይከበራል ሌላ ሌላ ቁጥሮችም አራት ምናምን በቃ ከአንድ እስከ ሰላሳ ያሉ ቁጥሮች ራሱ ባልተብሮ ቤተክርስቲያናችን ውስጥ ይከበራል ግን ሶስቱ ናቸው አቤት በዓላት ምናምን ብለን የምናከብራቸው ሶስቱን በጣም የምወዳቸው ማለት ነው። እናም ከነዛ ከነዛ ባሻገርም ሰባት ቁጥር በጣም ነው የምወደው ምክንያቱም ሰባት ቁጥር በቤተክርስቲያናችን ውስጥ ያ አንድ ነገር ሙሉ መሆን ነገር ሙሉነት ነው የሚገልጠው አንድ ነገር ፍጹም መሆኑን የሚገልጥ ቁጥር ስለሆነ ሰባት ቁጥር እወደዋለሁ ማለት ነው። ሌላም የምወደው ቅጠት ደግሞ ሶስቱ ነው ሶስት በጣም ነው የምወደው ምክንያቱም ሶስቱም የምወድበት ምክንያት እኛ እኛ ሃይማኖቻችን ውስጥ አንድነትና ሶስትነት ብለን አንድና ሶስት በጣም ነው የምወዳቸው ከዛ አንድና አንድነትና ሶስትነት ብለን የምናምነው ነገር ስላለ እምነታችን ውስጥ በዛም አንድና ሶስት ቁጥርን እወዳችኋለሁ ማለት ነው። ሌላ የምወጣው ቁጥር ደግሞ ሌላ የምወጣው ቁጥር ሃያ ሰባት ነው ሃያ ሰባት ለምንድነው የምወጣው የመዳኒያ አለም ባል ነው የሚከበረው የአምላካችን መታንታችን የስኩርቱስ የመታን አለም በዓል ተብሎ በሃያ ሰባት በቤተክርስቲያናችን ውስጥ ይከበራል። እናም የመዳኒያለም ቤተክርስቲያን ደግሞ ሰፈራችን ቅርብ ነው ከቤታችን ወደ መታናለም ቤተክርስቲያን አምስት ደቂቃ ወይም ሰባት ደቂቃ ምናምን ቢወስድብኝ ነው እናም የመታኒያለም ሰንበት ትምህርት ቤትም አባል ነኝ እኔ ማለት ነው። ከዛ መታኒያለም ሲሆን በቃ ይከበራል ባሉ ይከበራል ሃያ ሰባት በሃያ ሰባት ስለሚከበር እኔ ደግሞ ሃያ ሰባት ስሆን ሁሌ ወደ ቤተክርስቲያን ሄድ ነበር። እና በቃ ብዙ ሰው ከሌላ ቦታዎች ምናምንም ይመጣል እና ድባቡ ሰፈራችን ራሱ ድባቡ ይቀየራል ብዙ ነጭ የለበሰ ሳር ምናምን የሚሸጡት ሌላ እቃ የሚሸጡም አሉ በቃ ያ ድባቡ በጣም ነው ደስ የሚለው። ቅዱሳን ሲላትም ይሸጣሉ እዛ ከበር ላይ የቅዱሳን ስዳት ይሰጣሉ ሌሎች ነገሮችም እንደ ሳር እንደ መጽሐፍ ቅዱስ መስቀል የመሳሰሉት የመሳሰሉት ነገሮች የጣውላ መስቀልም ሊሆን ይችላል የነሃስ የብር ምናምን መስቀሎችም ይሸጣል ማለት ነው። እና በዛ በዛ ምክንያት ሃያ ሰባት ቀንን እወደዋለሁ ማለት ነው ምክንያቱም የመታንታችን የጌታችን እና የመታንታችን የስኩርቶስ የመዳኒያ አለምን በዓል ስለሆነ ማለት ነው። ሌላም የምወጣው ቁጥር ደግሞ አስራ አራት ነው አስራ አራትም እሱንም በዓል ስለሆነ ነው የምወደው አስራ አራት የአብነ አረጋዊ የጻድቁ አባታችን የአብነ አረጋዊን በዓል ስለሆነ አስራ አራትም እወደዋለሁ ማለት ነው። ደግሞም ሰፈራችን እዛ የመዳንያለም ቤተክርስቲያን ውስጥ ታቦት አለ የአብነ አረጋዊ

ጥያቄው ጋር ምንድነው ጥያቄው ምንድነው የሚለው ከአለቃህ ጋር ግንኙነት እንዴት ነው ነው የሚለው? እኔ ካአለቃዬ አሪፍ ግንኙነት አለኝ ብዬ አስባለሁ። ጭራሽ እንዳለቃዬ ሳይሆን እንደ ጓደኛዬ ነው እማያት ማለት ነው ሴት ናት። አለቃዬ እና በቃ እንደ ጓደኛሞች እንደ በቃ ዝም ብለን ጓደኛሞች ጓደኛሞችም ነን ማለትም ይቻላል። ማለቴ እንደ ጓደኛ እንደ ጓደኛዬ ነው የማናግራት እሷም እንደ ጓደኛዬ ነው የምታናግረኝ። የሆነ ነገር ከፈለግን እንዳለቃዬ ምናምን የሆነ ነገር አታዘኝም ጭራሽ ማለቴ ይሄን ብናደርገው አይሻልም ምናምን ነገር ነው የምትለኝ እንጂ አይ ይሄን አርጊ ምናምን አትለኝም እንደ አሁን አለቃ የሆነ የማዘዝ ስልጣን ምናምን አለው አይደል እሷ ግን የማዘዝ ስልጣንም ቢኖራትም ራሱ ይሄ ብናደርገውስ ምን ሀሳብ አለሽ ምናምን ትለኝ እና እና እኔ በሀሳቧ ከተስማማው ያው ያለችኝ ስራ እሰራዋለሁ ማለት ነው። እንጂ በቃ ይሄንን ነገር አድርጊ ይሄንን ነገር አታድርጊ ምናምን አትለኝም እና ካአልቃዬ ጋ አሪፍ ግንኙነት አለን ብዬ አስባለው። እንደውም መጀመሪያ ስገባ ስራው ላይ እሷ ምንድነው ማልቴ የሆነ እንትን አድርጌ ነው የምቆጥራት የነበረው ማልቲ ዝምተኛ ነገር ስለሆነች በቃ የማታወራ ከሰዎች ጋር የማትግባባ ዝም ብላ ትእዛዝ ብቻ የምትሰጥ ነገር ነበር የመሰለኝ መጀመሪያ ማለት ነው። ስራውን ስጀምር ከዛ ግን እየተቀራረብን ምናምን ስንሄድ በቃ በጣም እየተግባባን ሄድን ጭራሽ ደግሞ እኔ እሷን መጀመሪያ እኔ ስገባ እኔም ዝምተኛ ነኝ ስገባ መጀመሪያ ስገባ ማለት ነው። እንትን ነበር ያለችኝ እሷም እንደኔ በቃ እቺን እኔ እማልግባባ በቃ ደግሞ እኔን ለማዘዝ ታፍር እንደነበር ጭራሽ ነገረችኝ ማለቴ። የሆነ ነገር አድርጊዬ ይሄን ነገር እናድርግው ብናደርግስ ምናምን ለማለት ይደብረኝ ነበር አንዳንዴ የሆነ ፕሮጀክት የሆነ ጥያቄ ምናምን ሲኖረኝ ራሱ እንዲህ አድርገሻል ወይ ምናምን ብዬ እንድጠይቅሽ አፍርሽ ነበር ምናምንም ራሱ ብላኛለች እና። ሁለታችንም ለየየራሳሳችን ማልቴ እኔ ለሷ ያለኝና እሷ ለኔ ያላት ክበር ያን ያህል ነው የሚደርሰው ማለቴ በቃ የሆነ ለማናገር አሁን የምታፍረው አይነት ሰው አለ አይደል የምታፍረው እኮ ስለምጠላው ምናምን ሳይሆን በጣም ስለምታከብረው ነው። እና መጀመሪያ እኔ ስገባ ራሱ እኔ ለሷ በጣም ነበር የሆነ ነገር ልጠይቀት ወይኔ ይሄ ብጠይቀት ምን ትለኝ ይሆን ምናምን ብዬ አፍር ነበር እሷ ራሱ እንደዛ ብላኛለች እኔን በጣም ታፍረኝ ነበር እና የሚገርመው ነገር ደግሞ የሆነ ተመሳሳይ አይነት ባህሪ ያለው ሰዎች ነን ሁለታችንም ማለት ነው። እኔና እሷ በቃ የሚመሳሰል አንዳንዴ በአንድ በአንድ ላይ አንድ አይነት ቃል እናወራለን ማለት ነው እንደውም ሌሎች ሌሎች የስራ ባልደረቦች ባልደረቦቼ ምንድነው የሚሉት እንዴ እናንተ ምንድነው አንድ አይነት ነው እንዴ የምታስቡት ምናምን ይላል ማለት ነው። ደግሞም አንዳንዴም ማለቴ አንዳንዴ ወደ ቤት ምናምንም ራሱ አብረን እንሄዳለን ማለት ነው ወደ ቤቷ እኔ ከእሷ ጋር እሄዳለሁ እሷም ወደ ቤቴ ከእኔ ጋር ትሄዳለች ማለት ነው። ጭራሽ ደግሞ እንትን የኔ እናት ራሱ ታቃቸዋለች የኔ እናት ታቃታለች ማለት ነው ከእኔ ጋር ቤት ይዣት ስለምሄድ አንዳንዴ እኔ ደግሞ ከወላጆቼ ጋር ነው የምኖረው እና ወደ ቤት ይዣት ስሄድ ማለት ነው እናቴ አወቀቻት ማለት ነው እና ከእናቴ ጋር ጥሩ ግንኙነት አላቸው ማለት ነው ከእኔ አልፎ ከእናቴ ጋር እሱ ጥሩ ግንኙነት ነው ያላቸው ማለት ነው። እና ይህ እንዴት ነው የተፈጠረው? በመከባበር ነው የተፈጠረው አሁን እኔ ለሷ ያለኝ ክብር እሷ ለኔ ያላት ክብር ትልቅ ስለሆነ በጣም ትልቅ ስለሆነ በዚህ ነው ያ አሪፍ ግንኙነት የሚባል የተፈጠረ ማለት ነው። እስካሁን የሚገርም ነገር ተጣልተን አናውቅም የሆነ አንዳንዴ ለቀልድ ነው እንትን የምንጨቃጨቀው ምናምን እንጂ ማለቴ አንዳንዴ አሁን እሷ ለኔ ካላት የሆነ ነገ ለኔ ካላት በጣም እንትን ታደርገኛለች ማለቴ እኔ እንዳልጎዳ ምናምን ታስባለች ከዛ እኔ ደግሞ እሷ እንዳትጎዳ አስባለሁ በጣም ማለት ነው። ከዛ አንዳንዴ በዛ ጭቅጭቅ እንጨቃጨቃለን በቃ ለምንድነው አንቺ እንዲህ የምታደርጊው ምናምን እንባባላለን ማለት ነው። እናም ሌሎች ባልደረቦቻችን ሲያዩን ኧረ የእናንተ ፍቅርስ በዛ ምናምን ነው የሚሉን ማለት ነው። እና ከድሮ ጀምሮም ማለቴ አሁን አሁን ሁለት አመት ምናምን አካባቢ አረግን እና ሁለት አመት ሙሉ በቃ አንድ ቀን ራሱ ተጣልትን አናቅም ያ የ በቃ የቀልድ ነው የምንጨቃጨቀው እንጂ ሌላ የሆነ ጥል ምናምን ተጣልተን አናቅም። እና አሪፍ ግንኙነት ነው ያለኝ ብዬ

ጥያቄው የቪዲዮ ጥሪ ታደርጋለህ ወይ? ነው የሚለው አዎ እኔ የቪዲዮ ጥርህ አደርጋለሁ። አሁን አሁን ጭራሽ ከቤት ርቄ ስላለው ማለት ነው የቪዲዮ ጥሪ አደርጋለሁ። ማለቴ ከጓደኞቼ ጋር ለመውራት፤ ከቤተሰቦቼ ጋር ለመውራት ምናምን አሁን በስልክ ብቻ ማለት በስልክ ቪዲዮ የሌለው ከሆነ አንዳንዴ ይደብረኛል። ምክንያቱም በጣም ስለሚናፍቁኝ አንዳንዴ በጣም ስለሚናፍቁኝ ማለት ነው። በቪዲዮ እደውልላቸዋለሁ ማለት ነው ምክንያቱም ወላጆቼ በጣም ነው የሚናፍቁኝ። አሁን ከቤት ለሰባት ወር ምናምን ነው እርቄ ያለሁት ስለዚህ ስለሚናፍቁኝ ምንድነው የማደርገው የቪዲዮ ጥሪ ነው የማደርገው ማለት ነው። ወደ ጓደኞቼም እንደዛ አሁን ጎደኞቼም ለሰባት ወር ምናምን አላገኘኃቸውም እና ሁሌ የቪዲዮ ጥሪ እናደርጋለን ማለት ነው። ምክንያቱም እኔና ጓደኞቼ ማለት አብረን ከእኔ ጋር የተማሩት ከዘጠኝ እስከ አስራ ሁለት የተማሩ ናቸው ስምንቶቹ ጓደኞቼ። ከዛ ከዘጠኝ እስከ አስራ ሁለት አብረን ተምረን ዩኒቨርሲቲ ላይ ወደ ተለያየ ዩኒቨርሲቲ ገባን ስምንት ናቸው እንዳልኩት። በአጠቃላይ ስምንት ነ፤ ከዘጠኝ እስከ አስራ ሁለት የተማርነው ማለትነው እና አምስቱ መቀሌ ዩኒቨርሲቲ ነው የገቡት። እኔ የመቀሌ ልጅ ነበርኩ ማለቴ ነኝ። የመቀሌ ልጅ ነኝ እና መቀሌ ነበር የምኖረው ድሮ ማለት ነው ከዘጠኝ እስከ አስራ ሁለት የተማርኩት መቀሌ ነው እና እነሱ አምስቶቹ ጓደኞቼ መቀሌ ዩኒቨርሲቲ ገቡ። እኔ አዲስ አበባ ዩኒቨርሲቲ ገባሁ። አንዷ ጓደኛዬ አክሱም ዩኒቨርሲቲ ገባች። ስንት ሆነ ሰባት አዎ ሁለቱ ቀድሞች አክሱም ዩኒቨርሲቲ ነው እየገቡት። ከዛ ሁሌ አንገናኝ፤ እንደ ድሮው ማለት ነው እንደውም አምስቶቹ አብረው ዩኒቨርሲቲ አንድ ዩኒቨርሲቲ ስለሚማሩ ይገናኛሉ። የቀረን ግን ሶስታችን ግን አንገናኝም ከአምስቶች ጋር ማለት ነው እና ምንድነው የምናደርገው? ስምንታችን አንድ ላይ እንደሆን እንዲሰማን ማለት ነው የቪዲዮ ጥሪ ነው የምናደርገው ማለት ነው ወይም በቴሌግራም ወይ ደግሞ በኢንስታግራም ወይ በጎግል ሚቲንግ ምናምን ተደዋውለን እናወራለን ማለት ነው። እና በጣም ነው ደስ የሚለው እኔ በቃ ሁሌ ነው አሁን በቀን የቪዲዮ ጥሬ ሳላደርግ ውዬም አላቅም ማለት ነው ከዛ ማለት ቀናችንም እንዴት እንደነበር ምናምን እናወራለን። ምንም ያህል ብንራራቅም ራሱ በመንፈስም አልተራራቅንም፤ ደግሞም በቪዲዮ ጥሪም ስለምናደርግ በቃ እኔ አሁን ላይ ዛሬ ቀናቸው እንዴት እንደነበር አውቃለሁ። ዛሬ ማለት ነው እነሱም የኔ ቀን እንዴት እንደነበር ያውቃሉ ማለት ነው። በቃ እንደውም አንዳንዴ እንትን ይሉብኛል እነሱ መቀሌ ስላሉ ወደ ቤተሰብ ምናምን ለመሄድ ቅርብ ነው። ወደ የነሱ ማለት ነው የኔ ግን ከአዲስ አበባ ዩኒቨርሲቲ ወደ መቀሌ ለመሄድ በጣም ሩቅ ነው። ከዛ ምንድነው የሚሉኝ እንደውም በቪዲዮ ጥሪ ስናደርግ ፍሬ አሁን አሁን እየቀጠንሽ ነው ትንሽ ምግብ እንጂ ምናምን ይሉኛል ማለት ነው። እኔ ደግሞ እነሱን ስቀልድባቸው እንደውም እናንተ ወፍራችኅል እዛ የቤተሰብ ምግብ እየበላችሁ ስለዚህ ትንሽ ውፍረት መቀነስ አለባችሁ ስፖርት ስሩ ምናምን እላችኋለሁ ማለት ነው። እና በጣም ነው የቪዲዮ ጥሪ የምናደርገው ከጓደኞቼ ጋር ማለት ነው። እና ሌላ ደግሞ የቪዲዮ ጥሪ የማደርገው ከወላጆቼ ጋር ነው ወላጆቼም ቅድም እንዳልኩት እነሱ መቀሌ ነው የሚኖሩት። እኔ አዲስ አበባ ዩኒቨርሲቲ ለት/ት ብዬ ነው የመጣሁት ከመቀሌ ማለት ነው እናም ወላጆቼ በየቀኑ ሁሌ ማለቴ ከማላገኛቸው በአካል ሰባት ወር ወይም ስድስት ወር ሆኜኛል። ከመስከረም ጀምሮ እስካሁን ማለት ነው እና ገና ክረምት ላይ ነው የምሄደው አሁን አራት ወር ምናምን አለኝ እዚህ እቆያለሁ ለአራት ወር ማለት ነው። ሰኔ አምስት ነው ወደ ቤት የምሄደው እና ሁሌ ወላጆቼ ወደ ወላጆቼ ስደውል የቪዲዮው ጥሪ ነው የማደርገው ማለት ነው። ምክንያቱም ፊታቸውን በቃ ማየቱ ለኔ ትልቅ ነገር ነው። ፊታቸውን እያየሁ ማውራት ለኔ ትልቅ ነገር ነው። እነሱ ደግሞ እኔን አንዳንዴ ሳይመቸኝ ሲቀር ራሱ ይደብራቸዋል የቪዲዮ ጦር ካላደረግን እነሱ ራሱ ይደብራቸዋል በቃ የሆነ እዚህ ላይ ምግብ ማልበላ፤ በጣም የከፋኝ፤ በጣም የሚደብረኝ ምናምን ነው የሚመስላቸው እና ፊቴን ሲያዩን ትንሽ ይረጋጋሉ። እና የቪዲዮ ጥሪ ከወላጆቼ ጋርም አደርጋለሁ ማለት ነው። እና አዎ የቪዲዮ ጥር አደርጋለሁ። ከሌላ ሰውም ጋር አደርጋለሁ። አሁን የስራ ስብሰባ ምናምን ሲኖረን ራሱ በጉግል ሚቲንግ የምናደርግበት ጊዜያቶች አሉ። እና የቪዲዮ ጥሪ እናደርጋለን ጉጉል ሚቲንግ ተጠቅመን ራሱ እንትን እናደርጋለን እንወያያለን ምናምን ማለት ነው እና የቪዲዎ ጥሪ

ጥያቄው የዝናብ ውሃ ትሰበስባለህ ወይ ነው የሚለው? አዎ እኔ የዝናብ ውሃ እሰበስባለሁ ምክንያቱም የዝናብ ውሃ ኢትዮጵያ ውስጥ ምንድነው ጥቅሙ ምስር አለ ምስር ምስር ወጥ ይሰራል ኬክ የሚባልም አለ አተር ምናምን የሚባል አለ። ባቄላም የሚባል አለ እና እነሱን አሁን የዘረዘርኳቸውን ነገሮች በምንድንነው የሚበስሉት በዝነብ ውሃ ነው የሚበስሉት። ምክንያቱም የቧንቧ ውሃ አብዛኛው ጊዜ ኢትዮጵያ ውስጥ ጨዋማ ነው። እና የሆነ ምስር እነዛ ክክ አተር ምናምን ያልኳቸው ነገሮች ለማብሰል ትንሽ አይመችም። የ የ የዝ የቧንቧ ውሃ ማት ነው ስለዚህ የግድ የዝናብ ውሃ መጠቀም አለብን ማለት ነው። እናም የሃይላንድም እኮ አለ የሃይላንድ ውሃ መጠቀም እንችላለን እሱን ጨዋማ አይደለም። ግን አብዛኛው ሰው የመግዛት አቅሙ ስለሌለው ማለቴ ቢኖረውም ራሱ ለመጠጥ ነው የሚጠቀምበት እንጂ ለ ወጥ ለማብሰል ምስር ክክ ለማብሰል አይጠቀምበትም ምንም ያህል ሀብታም ቢሆን አንድ ሰው በቃ ኢትዮጵያ ውስጥ እርግጠኛ ነኝ ማለት ነው። የ የእንትን የ ዝናብ ውሃ ይሰበስባል ትንሽ ሰብስቦ ይቀመጥና ከዛ ምስር ወይ ደግሞ ክክ ምናምን ለማብሰል ሲፈለግ በዛ ነው የሚበስለው ማለት ነው። እና እኔ የዝናብ ውሃ እሰበስባለሁ ዝናብ ሲጥል ምንድነው የማደርገው? ሳፋ አውጥቼ የሆነ ዝናብ ሲጥል የሚፈስበት አይነት ከቆርቆሮ ምናምን ተ ቆርቆሮው የሚፈስበት ነገር ይሰራበታል አሰራሩ ከዛ በዛው ሰፋዬ ይዤ እሄድና በዛ አጠራቅማለሁ ማለት ነው። ውሃ እሰበስባለሁ ከዛ ያ የተሰበሰበ ውሃ ቅድም እንዳልኩት ምስር ይበስልበታል ኬክ ምናምን ማለት ነው። እንደውም የሚገርመው ነገር አገራችን ውስጥ ራሱ አሁን እኛ ለምሳሌ እኔ ረስቼው የዝናብ ውሃ ሳልሰበስብ ከቀረው ወይ ደግሞ ስራ ነ ስሮ ስራ ኖሮብኝ ሳልሰ ሰበስ ሳልስ ሳልሰበስብ ከቀረው ከጎረ ቤቶች አሁን ምስር ምናምን ለማብሰል ብፈልግ ወይ ደግሞ ክክ ወይ አተር ምናምን ለማብሰል ከፈለኩኝ ምንድንነው የማደርገው? ከጎረጎቴ ከጎረቤቶቼ ሄጄ ነው ውሃ የማመጣው ማለት ነው። እና ይሄ በቃ ጎረቤቶችም እንደዛው ለምሳሌ እነሱ ውሃ የዝናብ ውሃ ካልሰበሰቡ ወደ እኔ ምስር ወይ ደግሞ ክክ ምናምን መ ማብሰል ከፈለጉ ወደ እኔ መጥተው ውሃ እንድሰጣቸው የዝናብ ውሃ ማለት ነው ይጠይቁኛል ማለት ነው። እና በቃ የግድ ነው ይሰበሰባል ኢትዮጵያ ውስጥ የዝናብ ውሃ የመሰብሰብ ልምድ አለ ማለት ነው። ደግሞ አብዛኛው ጊዜ ደግሞ ክረምት ላይ ውሃ በጣም ነው የምትጠፋው የሚገርመው ነገር ማለት ነው አንዳንዴ ያ ጋ እንትን ውሃ የሚሰበስበት መጀመሪያ ምንጩ ላይ እሱ ላይ ችግር ያጋጥማል። ምናምን እና በቃ ውሃ ውሃ የቧንቧ ውሃ በጣም ስለምትጠፋ ለመተጣጠብያ ለምሳሌ ቤት ለመወልወያ ሻወር ሻወር ለመውሰድ ራሱ ውሃ ስለምትጠፋብን በዝናብ ውሃ እንታጠባለን ማለት ነው። እና ለዛ ለዛ ስለሚያስፈልግ ፀጉራችን ለመታጠብ ሰውነታችንን ለመታጠብ ልብሳችንም አዎ አሁን ልብስ ለማጠብ ራሱ የዝናብ ውሃ ነው አብዛኛው ሰው የሚጠቀመው ማለት ነው። እኔም እንደዛው ነው የምጠቀመው ልብስ ለማጠብ የዝናብ ውሃ የተሻለ ነው ብዬ አስባለሁ ከቧንቧ ውሃ። ምክንያቱም የቧንቧ ውሃ ጨዋማ ነው ቅድም እንዳልኩት ስለዚህ ጨዋማ ሆኖ ከሳሙና ጋር ሳሙና በደንብ እንዳያፍር ማለቴ ነው ሳሙናው በደንብ እንትን እንዳይሆን እንዳይሟሟ ምናምን ያደርገዋል ብዬ አስባለሁ ምክንያቱም ጨዋማ ውሃ ከሳሙና ሳሙና እንትን የማለቱ ትንሽ እንትን ያደርገዋል ማለት ነው። እና የዝናብ ውሃ ከሆነ ግን ጨው ስለሌለው ያ ሳሙናውን ቶሎ ቶሎ በደንብ እንዲሰራ በደንብ በደንብ ልብስ እንዲያጸዳ ያደርገዋል ብዬ አስባለሁ። እና ያው የዝናብ ውሃ በደንብ ነው የምሰበሰበው ማለት ነው። በቃ መብራት ውሃም ስለምትጠፋ ክረምት ክረምት ይታወቃል በቃ አብዛኛው ሰው የዝናብ ውሃ ነው የሚጠቀመው ከእኔ ጀምሮ ማለት ነው። ውሃ እንደምትጠፋ ስለማውቅ በደንብ ነው የምሰበስበው በቃ በቻልኩት አቅም የቧንቧ ውሃ እሰብስብና ቤቴ አጸዳበታለሁ በቃ በውሃ የሚደረግ ነገር አደርግበታለሁ ማለት ነው። ምክንያቱም ውሃ ትጠፋለቻ የዝናብ ውሃ ግን አልጠጣም። አንጠጣም ማለቴ እኔ አልጠጣውም። የዝናብ ውሃ አልጠጣም ወይ ደግሞ የቧንቧ ውሃ ነው የምጠጣው ወይ ደግሞ የሃይላንድ ውሃ ነው የምጠጣው የዝናብ ውሃ ለሌሎች ነገሮች ነው የምትጠቀምበት ማለት ነው። እናም አንዳንዴ ደግሞ መድሃኒት ምናምንም አስገባበታለሁ ምክንያቱም እዛ ከላይ ከቆርቆሮ ምናምን የተጠራቀመ ስለሚሆን መድሃኒቱም አንዳንዴ አስገብባ አስገባበታለሁ ወይ ደግሞ ከመሃል ከቆርቆሮ ያልሆነ ከመሃል ዝም ብሎ የሚጥል ከሆነ ነው የማላስገባበት እንጂ ከቆርቆሮ ከሆነ ውሃው ሰብስቤ መድሃኒት አት እጠቀማለሁ

ጥያቄ ምንድነው የሚለው ጨው ብዙ ትወዳለህ ወይ ነው የሚለው? አዎ እኔ ወጥ ላይ በጣም ነው ጮው ብዙ የምወደው ማለቴ። መካከለኛ ማለት መካከለኛ ነው የምወደው ብዙም አይደለም ግን ማለቴ ጮው የሌለው ምግብ ደግሞ በጣም ያስጠላኛል። በቃ ትንሽ ጮው ያነሰው ምግብ ምናምን ደስ አይለኝም። ቤታችን ደግሞ ችግሩ ጨው ብዙም አይደረግም ማለቴ ጨው ለጤና አሪፍ አይደለም ምናምን እናቴ ስለምትል። ምግብ ስትሰራ ምናምን ምንድነው ጮህ አሳንሳ ምናምን ነው የምታስገባለት ማለት ነው። እንጂ ጮው ብዙ አይደረግም እኔ ደግሞ ጮው በጣም ስለምወድ ማለቴ ጮው የሌለው ምግብ ያነሰው ምግብ። አሁን ቤታችን እንደሚሰራው አይነት ጮህ ያነሰ ምግብ ደስ አይለኝም እና ምንድነው የማደርገው? ከፊቴ ትንሽ ጨመር እያደረኩ ነው አብዛኛው ጊዜ ምግብ የምበላ ማለት ነው። ቤታችን ተሰብስበን ነው የምንበላው የየራሳችን ሳህን አድርገን ምናምን አንበላም እና ተሰብስበን ስለምንበላው። ለሁላችንም አሁን ጮህ ተመጥኖ ይደረግና ከዛ እኔ ካነሰኝ ከፊቴ ከፊቴ ከፊቴ ትንሽ እያጨመርኩ እበላለሁ ማለት ነው። እና እኔ ጨው እወዳለሁ እወዳለሁ ብዬ አስባለሁ። አሁን አሁን ደግሞ ከቤት ወጥቼ ራሱ ምን እንዳጋጠመኝ አሁን ዩኒቨርሲቲ ገብቼ ማለት ነው። ዩኒቨርሲቲ ውስጥ በቃ ምግብ ላይ አንዳንዴ ምንም ጨው አያደርግም ማለት ይቻላል በቃ አንዳንዴ ድንች ወጥ ሰርተው ውሃ ውሃ የሚል የሚልበት አጋጣሚ ያጋጥመኛል ነው። እና ማለቴ ጓደኛዬ ከቤቷ አንድ ጓደኛዬ አለች የኔ ቤት ከዩኒቨርሲቲው እሩቅ ነው የእሷ ግን ቅርብ ነው እና ከቤት እሷ ጨው አምጥታ ጨው እያደረግን ነው የምንበላው። ጨዋችን ይዘን እንሄድና እዛ የዩኒቨርሲቲ ካፌው ላይ ከዛ ጨው ትንሽ ጨመር አድርገን እንበላዋለን ማለት ነው። በቃ በጣም ነው የሚያሳንሱት እኔ የቤቴ ምግብ እያማረርኩ ጨው እናቴ ታሳንሳለች ምናምን ብዬ እዚህ ዩኒቨርሲቲ ደግሞ የባሰ ነገር አጋጠመኝ ማለት ነው። ጭራሽ እናቴ ደውዬ ምግቡ እንዴት ነው ምናምን ብላ ስትጠይቀኝ አረ በቃ ጨው የለውም እኮ ምንም አይጣፍጥም ውሃ ውሃ ነው የሚለው ምናምን ስላት። በቃ እናቴ በጣም ነው ደስ የምላት በቃ ምክንያቱም እንዳልታመም ትፈራለች አሁን በጨው የሚመጡ ህመሞች አሉ አይደል እነ ኩላልት ምናምን የመሳሰሉት ጨው አብዥቼ እንዳልታመም ስለምትፈራ አይ በቃ ላንቺማ አሪፍ ነው እንደውም በጣም ነው ጨው እያበዛሽ የነበርሽ እኮ አታመርሪ አሪፈሽ ብይ ምናምን ነው የምትለኝ ማለት ነው። ጭራሽ አሁንም ራሱ እኮ ጮሁ እዛ የዩኒቨርሲቲ ምግብ ራሱ አንዳንዴ ነው እንጂ አብዛኛው ጊዜ ጨው ጨምሬ ነው የምበላው። እንጂ በቃ አይበላልኝም ውሃ ውሃ ነው የሚለው ምን ላድርግ? እኔ ደግሞ የሆነ ምላሳችን ደግሞ እንትን የማድረግ የሆነ ነገርን የመላማመድ ችሎታ አለው አሁን ለምሳሌ አንድ ሰው ጨው የሌለው ምግብ በተደጋጋሚ ከበላ ትንሽ ጨው ካደረግንበት በጣም እንትን ሊለው ይችላል በጣም በዛበት ምናምን ልል ሊል ይችላል ማለት ነው። አንድ ሰው ደግሞ ምላሱ በቃ መካከለኛ ሆኖ ጨው የለመደ ሰው ትንሽ ጨው ሲያንስበት ያ ወጡ አይ ይሄማ ጨው የለውም ምናምን ሊል ይችላል። ስለዚህ ምላሳችን አዳፕት ማለቴ የሆነ ነገር የመልመድ ሽለታ ስላለው መሰለኝ አሁን ላይ እኔ እየተቸገርኩ ያለሁት ከልጅነቴ ጀምሮ ጨው በቃ ትንሽ በዛ ያለበት ወጥ ነው የለመድኩት እና ማለት ቤታችን እንደዛ አይደረግም ለሌላ ሰው እንደዛ አይደረግም እኔ ግን ከፊት ከፊቴ ቅድም እንዳልኩት ጨው ጨመር አድርጌ ስለምበላ። ምላሴ ያንን ነገር ነው እንትን ያደረገው የተለማመደው ማለት ነው። እና እዚህ ዩኒቨርሲቲ ውስጥ ያ የለመድኩት ነገር አሁን እየጎዳኝ ነው። ምክንያቱም ጨው ሲያንስህ ምንም በቃ የሚያደርጉበት ራሱ መስሎ አይሰማኝም ውሃ ውሃ ነው የሚለኝ ወጡ ማለት ነው እና ጨው ጨምሬ ነው የምበላ ማለት ነው። ግን ጨው ደግሞ ለጤንነት ጥሩም አይደለም ስለሚባል ስለሚባል ሳይሆን በቃ ጨው ማብዛት ለጤንነት ጥሩ አይደለም። ጮማ ማሳነስም ጨው ማብዛት ለጤንነት ጥሩ አይደለም አሁን ለምሳሌ ጨው ማሳነስ ምንድነው? ቴሮይድ ግላንዳ አካባቢ ላይ ቴሮይድ ጽኬያችን ላይ እንዲያብጥ ምናምን ያደርገዋል የሆነ እንደውም ስሙ ጎይተር ነው የሚባለው በእንግሊሽ በአማርኛ ስም ህፈስ ነው እንደዛ ነገር ነው የሚባለው። በአማርኛ ማለት ነው የሆነ ያበጠ እብጥም ይላል አለ አይደል ጎሮሮ ጎሮሮ አካባቢ እንደዚህ አይነት ጨው በማሳነስ ጨው የአዮዲን እጥረት ምናምን ካጋጠመን የታይሮይድ ግላንዳችን ላይ ማበጥ ነገር ስለሚታይ እንደውም ለዛ ይከላከልናል ጨው ብዙ ማለት ጨው በመካከለኛ የምንጠቀም ከሆነ ማለት ነው። ሲበዛ ደግሞ ወደ ኩላልት ምናምን ሊያገልጠን ይችላል። ስለዚህ እኔ ሁለቱንም በማሰብ ጨውን በአግባቡ ነው የምጠቀመው ብዬ አስባለሁ አንዴ በተይሮይድ ግላንዴ እንዳያብጥ ብዬ እወዳለሁ ማለት ነው። ጨው ብዙ እጠ

ጥያቄ ምንድነው የሚለው በየትኛው እጅ ትጽፋለህ? ነው የሚለው እኔ በየትኛው እጄ ነው የምጽፈው በምስጋ እጄ በየማንኛ እጄ ነው የምጽፈው ማለት ነው። እንዴት ነው በማንኛ እጄ የምጽፈው ምክንያቱም ከልጅነቴ ጀምሮ መጽሐፍ መጽሐፍ ስለለመድኩ ነው ማለት ነው። በግራ እጄ አልጽፍም። በየማን በየማንኛውም በምዝጋጄ ነው የምጽፈው ማለት ነው። እናም ይሄ ደግሞ ለመጻፍ ከልጅነቴ ጀምሮ በዛ የጻፍኩ ስላደኩኝ መሰለኝ አሁን በዛም ምጽፈው እንደውም አንድ ጓደኛዬ ልጅ በግራ እጇ ነው የምትጽፈው አንዳንዴ የረሳችው ጭራሽ ደግሞ በግራ እጇም ትበላለች ማለት ነው። ከዛ እንስቃለን ማለቴ በግራ እጇ ነው የምትጽፈው መብላትን ደግሞ በምስጋ ነበር የምትበላው ሁሌ ማለት ነው። በየማንኛ የምትበላው ግን ረስታው በቃ ልምዶባት በግራ አጇም አንዳንዴ ትበላና በመሃል ላይ ስታስታውሰው በ ያ ግራ እጇን ትታ በየማንኛ ደግሞ መብላት ትጀምራለች ማለት ነው እና በጣም ነበር የምንስቅ ሁሌ በጣም ነው የምንስቅባት ወደ እሷ ጓደኞችን ማለት ነው። ምንድነው ለምንድነው የምትስቀው ምክንያቱም ረስታው ሁለቱንም እጇን የምታቆሽሸው ማለት ነው። ደግሞ የኢትዮጵያ ላይ ምግብ እጅ ነው የሚበላው በማንኪያ ምናምን አብዛኛው ጊዜ የተለመደ ነገር አይደለም። ደግሞ መኮኒ፣ ሩዝ ምናምን ከሆነ ነው በእጅ በማንካ በማንኪያ የሚበላው እንጂ እንጀራ ሲሆን በእጅ ነው የሚበላው እና እሷ ጓደኛችን ማለት ነው በ በእጇ በሁለት እጇ ነው ሚቆሸሸው በእግራ እጇ እየበላችሁ ትቆይና ስታስታውሰው ደግሞ በምስጋ እጇ ትበላለች ማለት ነው እና ይሄ ደግሞ ያስከተለባት በምዝጋጇ በግራ እጇ ስለምትጽፍ ነው እና ይሄ እንትን አለው ብዬ አስባለሁ የሆነ ችግር ያመጣል ብዬ አስባለሁ። ሌላኛው እኔ እኔ ግን ሁሌ በምዝጋጄ ነው የምጽፈው ማለት ነው። በግራ እጄ እችላለሁ እኮ መጽሐፍ በግራ እጄ መጽሐፍ እችላለሁ ግን በግራ እጄ የሚጽፈው አይነት ጽሁፍ እንዴት ነው የሆነም በደንብ እንትን ያልሆነ ደስ የማይል የእጅ ጾፊ የሚያስጠላ ይሆናል ማለት ነው። በግራ እጄ እንደውም የሆነ ቀን ምስጋ እጄ የማንኛ እጄ ያ ምጽፍበት ሁሌ ማለት ነው። አሞኝ ነበርና ለመጽሐፍ በጣም ተቸግሬ ነበር በምዝጋጄ ማት ነው። ከዛ አይ ለምን በግራ አልጽፍም ያ ግራ እጄ ለምንድነው የተፈጠረው እንደውም ምናምን ብዬ አንዳንዴ ምስጋ እጄ እምቢ መጽሐፍ እምቢ ሲለኝ እኮ በዛውም እንድጽፍበት ነው፣ ሌላ ስራም እንድሰራበት ነው። ከመዝጋጄ በተጨማሪ ምናምን ብዬ በግራ እጄ መጽሐፍ ጀመርኩ እና የዛኔ የጻፍኩት ጽሁፍ በጣም የሚያስቀኝ ጽሁፍ ነበር የጻፍኩት በቃ የሆነ በቃ እናቴ ምንድነው ይሄ ይሄ እኮ ልጅም የጻፈ አይመስልም ምናምን ብላ ስትለኝ በጣም ነበር የደበረኝ ደግሞ አሳይመንት ነበር። አሳይመንቱ በግራ እጄ ጽፌ ብሰጠው አስተማሪው ያሰቡት እንግዲህ ከዛ ጽፌው ነበር አሳምንቱ እኮ ጽፌ ጨርሼ ነበር በግራ እጄ ማለት ነው ከዛ ግን እናቴ አሪፍ እንዳልሆነ ጹፌ ስትነግረኝ ምን ማድረግ ምን አረኩኝ ጓደኞቼ ጠራኋቸውና አሳይመንቱን እንዲጽፉልኝ አረኳቸው ማለት ነው እና እኔ እኔ መጽሐፍ የምችለው በምስጋጄ ነው እንጂ በጉራጄ በግራ እጄ መጻፍ እችላለሁ ግን በደንብ ቆንጆ አድርጌ እንደ በምስጋዬ በምስጋዬ እንደምትጽፈው ቆንጆ አድርጌ አልጽፍም። በየማንኛውም እጄ እንደምትጽፈው ያህል ቆንጆ አይሆንም ማለት ነው። እና ይሄ ደግሞ በቃ ምንድነው የሚያሳየው ከልጅነታችን ጀምሮ ከምንጠቀመው ነገር የመጣ እንደሆነ ነው። ለምሳሌ ያቺ ጓደኛዬ አሁን በግራ እጇ የምትጽፈው አንዳንዴ ድንጋይም በግራ እጇ ነው የምትወረውረው ማለት ነው። አሁን እኔ ለምሳሌ፦ ድንጋይን በምዝጋጄ ነው የምወረውረው ማለት ነው። በቃ አስፈላጊ አስፈላጊ የሚባል ነገሮችን የምታደርገው እሷ በግራ እጇ ነው። ይሄ የሆነው ደግሞ ከልጅነቷ ጀምሮ በግራ እጇ መጽሐፍ ስለጀመረች ነው እንጂ በምዝጋጇ መጽሐፍ ብትችል ኖሮ ድንጋይ ራሱ በግራ እጇ አትወረውርም ነበር። አሁን እኔ በድንጋይ ድንጋይ በግራ እጄ ልወረውር ብል በቃ ማለት ያ የምፈልገው ቦታ ላይደርስ ይችላል ድንጋይ ማለት ነው እና ግን በምዝጋጄ ልወረውረው ግን በደንብ የፈለኩበት ቦታ አደርሳለሁ ብዬ አስባለሁ። ስለዚህ ይሄ የሆነው እጃችን ከምንጽፈው ማለት በልጅነታችን ጀምሮ የሆነ ጽሁፍ ምናምን ስንጽፍ በምንድን ነው የምንጽፈው ምናምን ብለን በማለት ነው የሚወሰነው። የሁለቱ እጃችን ጥቅሞች ማት ነው። ስለዚህ በምዝጋድ እኔ በምዝጋጄ ነው የምጽፈው ማለት ነው። አረብ ግን በምን እንደሚጽፉ ሳውዲ አረቢያ ምናምን አካባቢ ያሉት በግራ ነው? ምናምን ብዬ ደግሞ ግራ ይገባኛል። ምክንያቱም የኛ አጻፋ ጻፍ

ጥያቄ ምንድነው የሚለው ምን አይነት ሙዚቃ ትወዳለህ ነው የሚለው? አሁን እኔ ይሄን ጥያቄ ለመመለስ ሶስት ነገሮች ያስፈልጉኛል። አንደኛ ምንድነው አንድ ሙዚቃ እንደወጣሁ የሚያደርገኝ አንደኛ ግጥሙ ነው። ግጥሙ አሪፍ አሪፍ ግጥም ካለ አሪፍ መልእክት ይኖራል ብዬ ስለማስብ አሁን ግጥሙ አንዳንድ ግጥሞች በጣም ብዙ መልእክት የያዙ አሉ እና እንደዛ ሲሆን ሙዚቃ በጣም ደስ ይለኛል ማለት ነው። እና ግጥሙ ነው አንድ አንድ መስፈቴ ለኔ አንድ ሙዚቃ አሪፍ ነው። ድሮ ግጥሙ አሪፍ ነው ወይ ይሄ አያለሁ ማለት ነው። ሁለተኛ ደግሞ ዜማው አሁን ግጥም ዜማ ከሌለው ግጥምም ሊባል አይችልም። የግጥም ውበቱም ይጠፋል አይደል? አሁን የዜማው ራሱ እኮ የግጥም ባህሪያት ምናምን ብለን ከምንጠቅሰው ግጥም ዜማዊ ነው። ግጥም ቤት ይመታል ምናምን ብለን የምንጽፈው ነገር አለ አይደል? አሁን ሙዚቃ ላይ ደግሞ ግጥሙ ዜማ ዜማ እንዴት ነው አሪፍ ነው ምናምን ብዬ አያለሁ ማለት ነው። ስለዚህ ግጥም አሪፍ ከሆነ እና ዜማው ደግሞ አሪፍ ከሆነ ያ ሙዚቃ ልወደው እችላለሁ ማለት ነው። መልእክቱ በቃ አንደኛ ነገር የማየው ግን ምንድነው መልእክቱ ይሄ ሙዚቃ መልእክቱ ምንድነው የሚለው ነው? ከዛ በሁለተኛ ነው ዜማ የማየው ማለት ነው። ሌላ ደግሞ አንድ ሙዚቃ አንድ ወዶ የሚያደርገኝ ደግሞ የሆነ እኔ አብደኛው ጊዜ የሆነ ረጋ ያለ አይነት ሙዚቃ አለው አይደል? ማልቲ አንዳንዴ በቃ ስሜት ውስጥ ሊያስገቡ የሚችሉ ማለት ነው ዝም ብለው እንትን የሚያደርጉ ማለቴ ለ እንደ አብድ ምናምን ማለቴ የሆነ ጫጫታ የበዛባቸው ሙዚቃዎች አሉ አይደል? ምንም በቃ መልእክትም የሌላቸው ዝም ብሎ በቃ ምንም በቃ ደስ የማይል አይነት ሙዚቃዎች አሉ። እነሱን አልወድም እኔ ረጋ ያሉ ሙዚቃዎችን ነው የምወደው ማለት ነው። እና እነሱ ደግሞ እኔ እነዚህ አይነት ሙዚቃዎች ሲሆኑ አንዳንዴ በቃ እንቅልፌ ስተኛ ምናምን እየሰማሁ ነው። ማድረግ ማለት ነው እየሰማሁ ነው የምተኛው እንቅልፌ ስተኛ ልተኛ ስል ምናምን ኤርፓዲን አድርጌ ምናምን ሙዚቃ እየሰማሁ ነው የምተኛው ማለት ነው። ግን ረጋ ያለ አይነት ሙዚቃዎች ነው የምወደው እንጂ የሆነ ጫጫታ የበዘባቸው። ዝም ብሎ በቃ ዝም ብሎ አለ አይደል በቃ? ለምን ይሄ ሙዚቃ ራሱ እኮ ለምንድነው የተሰራው ምናምን ብለህ ለራስህ ስትጠይቅ መስም ታጣበት አይነት ሙዚቃ አለ? ለምን እንደዚህ አይነት ሙዚቃዎች እንደሚሰሩ ምናምን ራሱ አላውቅም። ማለት በቃ ምንም ቁም ነገር የሌላቸው ምናምን አሉ አንዳንድ ሙዚቃዎች ማለት ነው። እና እነሱን አልወድም በቃ እኔ መልእክቱ ላይ ነው ትኩረቴ አንደኛ ማለት ነው። አሁን ለምሳሌ እኔ የምወደው አይነት ሙዚቃ ማለት ነው። የትግርኛና ሙዚቃም ሊሆን ይችላል አማርኛም ሊሆን ይችላል ኢንግሊሽም ሊሆን ይችላል። የሚገርመው ነገር እኮ ሶስቱ ቋንቋዎች መልእክታቸው እሰማቸዋለሁ። ሌላ የሌላ ሀገር ቋንቋ ለምሳሌ የቱርክ የቱርክ ህንድ ምናምን ግን የቋንቋውን አልችለውም ስለዚህ መልእክቱም አልሰማውም። ግን ዜማው ብቻ አሪፍ ከሆነ ራሱ ዜማው የሆነ ረጋ ያለ አይነት ሙዚቃ ሆኖ ዜማው አሪፍ ከሆነ ራሱ የመስማት እድል አጋጥሞኝ አውቃለሁ ማለቴ እሰማለሁ እወዳቸዋለሁ። ራሱ ማለቴ እነዛ አይነት ሙዚቃዎች በቀዜማቸው አሪፍ ከሆነ ደግሞ ረጋ ያሉ ከሆነ ጫጫታ ምናምን የሌላቸው ከሆኑ። እኔ እሰማቸዋለሁ እወዳቸዋለሁ ሙዚቃዎቹም። ሌላ ነገር ደግሞ አንዳንዴ አንዳንዴ ደግሞ አሁን ኢትዮጵያ ውስጥ ትግራይ ከባቢ ለምሳሌ የሆነ የትግርና ዘፈን አለ። አሁን የትግርና ሙዚቃ አለ። ምንድነው? አሁን ሰርግ ሰርግ ላይ የሚዘፈን አለ። የሆነ ለሀገር ምናምን ተብሎ የሚዘፈን አለ። እና ይለያያል አሁን የሰርግ ዘፈን የሆነ ሞቅ ያለ አይነት ዘፈን ነው። በቃ የሆነ እንድትጨፍር የሚያደርግ አይነት ዘፈን ነው። እሱንም የትግራይ አሁን እወደዋለሁ እውነቱን ለመናገር ማለት ነው። የሆነ ረጋ ያለ አይደለም ግን ምናልባት ባህሌ ስለሆነ መሰለኝ እንደዛ አይንት አሁን እኔ ሊያጭፍረኝ የምችል አይነት ሙዚቃ እንደው ኖት ከሆነ አልወድም። ግን እሱን ነገር የትግራይ ባህላዊ ሙዚቃ ግን እወደዋለሁ። ሜይቢ ምናልባት እሱን ነገ የኔ ባህል ስለሆነ ይሆናል ብዬ አስባለሁ። ሌላ ነገር ደግሞ አሁን እኔ በጣም የምወደው ደግሞ የኦሮሞ ሙዚቃ ደግሞ በጣም ነው ደስ የሚለኝ ኢትዮጵያ ውስጥ ማለት ነው። ኦሮሞ አልችልም እኔ ትገርኛና አማርኛ እንግሊሽ ቋንቋ ሶስት ቋንቋ ብቻ ነው የምችለው። ግን የኦሮሞ ባሰማው ራሱ ሙዚቃው በጣም ነው ደስ የሚለኝ እነዛ መልእክቱን ባልሰማው ቆንቋው ባልሰማው ያ ሙዚቃው ሪትሙ ምናምን ደስ ይለኛል ማለት ነው። እና እኔ አንድ ሙዚቃም አሪፍ ነው አሪፍ ነው እወዳለሁ የሚለው ረጋ ያለ ከሆነ ሙዚቃው ረጋ ያለ ከሆነ ነው በጣም የምወደው

ጥያቄ ምንድነው የሚለው ሌሎችን ማበረታታት ትችላለህ ወይ ነው የሚለው? አዎ እኔ ሌሎችን ማበራታታት በደንብ ነው የምችለው በጣም በሚገርም ሁኔታ ነው። ሰዎችን ማበራታታ ማለት ነው። እንደውም በዚህ አጋጣሚ ምንድነው ጓደኞቼ ፈተና ላይ ምናምን ሲሆን። በቃ ማንበብ የማንበብ ፍላጎት ከሌላቸው ወይ ደግሞ ተስፋ ከቆረጡ ምናልባት ማለት ነው ምንድነው የሚያደርጉት? ወደ እኔ ነው የሚደውሉት ማለት ነው ስምንት ምናምን ጓደኞች አሉኝ። ስምንቶቹ ወደ እኔ ይደውላሉ ማለት ነው። በቃ ፍሬ የሆነ የማበረታታት ችሎታዋ በጣም ትልቅ ነው። በጣም ነው የምታናቃቃው ምናምን ነው የሚሉኝ ማለት ነው። እንደውም እኔ ምንድነው የምላቸው? እኔ ጎበዝ አይደለሁም እኮ ምናምን ነው ምላቸው እውነትም እንደዛ መስሎ ነበር ሚሰማኝ። ከትንሽ ጊዜ በፊት ማለት ነው ግን አሁን አሁን ግን እኔም ራሱ የማበረታታት ችሎታ እንዳለኝ እያመንኩ ነው። ምክንያቱም በቃ ጓደኞቼ ሁሌ ፈተና ሲሆን በቃ ማጥናት ሲደብራቸው ወይ ደግሞ አይ ተስፋ ሲቆርጡ አይ እኔ እኮ ይሄ አልችለውም ምናምን ብለው ተስፋ ሲቆርጡ ምናምን ወደ እኔ ነው የሚደውሉት ማለት ነው። እንደውም የማነቃቂያ ቪዲዮ ምናምን አያዩም። መጀመሪያ ወደ እኔ ነው የሚደውሉት። ከዛ ምንድነው የማረገው እኔ ደግሞ አበራታታቸዋለሁ ማለት ነው። እኔ ግን ይሄ ማባራታታት የሚባለው ነገር ሆን ብዬ አስቤበት ምናምን አይ እነሱን ማበረታታት አለብኝ እኮ ምናምን ብዬ አይደለም። ለምሳሌ አሁን ጓደኞቼ አንዷ ጓደኛዬ አለች ለምሳሌ በቃ ጎበዝ ናት በጣም በጣም ጎበዝ ናት ትምህርቷ። መንፈሳዊ ህይወቷ የሆነ በቃ በሰዎች ዘንድ ያላት ተቀባይነት ምናምን በጣም ጎበዝ ነው። ጎበዝ ናት አሪፍ ናት። ግን ምንድነው የምትለው? ሁሌ እኔ እኮ አልችልም በቃ እኔ ይሄን ይሄን ነገር ማድረግ አልችልም እኔ ሰነፍ ነኝ። በቃ ፈተና ራሱ ሲደርስ ምንድነው የምትለው? በቃ አሁን እኔ አጥንቼ ነው በቃ አሪፍ ውጤት ማመጣ አላመጣም ምናምን ትላለች ማለት ነው። ግን በጣም ጎበዝ ናት አሁን እንደዛ ስትለኝ እንዴት ዝም ልበላት? ቆይ በቃ እኔ ከዛ ምንድነው የማረገው? እሷን እንደምትችል ነው የምነግራት። አዎ ደግሞ እኔ ዋሽቼ አይደለም የምር ማበራታት እሷን ማበረታት ማበረታታት ስላለብኝ ሳይሆን። በቃ ሁሌ የምታደርገው ሆሌ የምታደርገው ነገር ስለሆነ ባህሪዋ ስለሆነ በቃ ችሎታው ስላላት የምር አሁን ጎበዝ እያለች ጎበዝ አይደለሁም ምናምን ብላ ተስፋ ቆርጣ ቁጭ እንድትል አልፈልግም። እና አንዳንዴ ምንድነው የምትለው? አሁን የሆነ ፈተና ምናምን ሲደርስ ለምሳሌ ነገ ነው ፈተና ሲባል በጣም ትፈራለች አንብባም ቢሆን ትፈራለች በቃ አሁን እንዴት ነው እንዴት ነው ፈተና የምገባው ኤክስ ኤክስ ቢገባብኝስ ምናምን ትላለች ማለት ነው። የሚገርመው ነገር እኔ ይሄ የማበረታታት ችሎታ እንደውም እንዳገኝ ያረዳኝ የኔ ህይወት ነው ብዬ አስባለሁ። ለምሳሌ እኔ ጎበዝ ተማሪ ከምባል ነው ማለቴ ክላስ ውስጥ ጎበዝ ተማሪ ነኝ። ነው የሚሉኝ ማለቴ ለራሴ ጎበዝ ነኝ ብዬ አላስብም ከዚህ በላይ ማሻሻል እፈልጋለሁ ግን። ክላስ ውስጥ በቃ ቶፕ ከ ከፍተኛ ውጤት ከሚያመጡ ተማሪዎች አንዱን አንዷ ነኝ። ግን ምንድነው የማረገው? አሁን እኔ ከፈትና በፊት አንብቤ አላውቅም አንድ ቀን ለፈተና ሲቀረው ምናምን ነው የማነበው ማለት ነው። በቃ አንድ ቀን ፈትና ሲቀረው መጽሐፉን ሙሉ ራሱ ጨርሼ የሚሄድበት ጊዜ አለ መጽሐፉ ሙሉ ራሱ ሳላነበው እቆይና ፈተና ነገ ነው ሲባል አነባዋለሁ ማለት ነው። ከዛ ምንድነው? አሁን መጽሐፍ ሙሉ ለማንበብ አንብቤ ጨርሼ ምናምን አሪፍ ውጤት የማመጣበት ጊዜ አለ። ከዛ ጓደኞቼ ግን በቃ ሁለት ምዕራፍ ምናምን ቆርቷቸው ወይም አንድ ምዕራፍ እንዴት ነው ለነገ ፈተና የምጨርሰው? መጽሐፉን ሙሉ እኮ አንብበውታል አጥንተውታል ከዛ ግን አንድ ምዕራፍ ወይም ሁለት ምእላፉ ነው የሚቀራቸው ከመጽሐፉ ማለት ነው። እኔ ግን ሰባት ምዕራፍ ምናምን ጨርሼ በአንድ ቀን የምሄድበት ጊዜም አለ። ከዛ ምንድነው ሚሉኝ? በቃ ፍሬ አበቃልን። አሁን ሁለት ምዕራፍ እንዴት ነው የምጨርሰው? እስከነገ ነገ እኮ ፈተና ነው በቃ እወድቃለሁ ምናምን ይሉኛል ማለት ነው። ከዛ በጣም ነው የሚያናድድኝ። ማለቴ አእምሯችን በቃ ከዛ በላይ መሄድ እንደሚችል ስለገባኝ። ለምንድነው እንደዛ የምትሉት ምናምን ብዬ። እንደሚችሉ ምናምን አሳምናቸውና ከዛ ሁለቱን ምዕራፍ ጨርሶ ምናምን ሄዶ ፈተና ይፈተናሉ ማለት ነው። ከዛ። በቃ ወይም ከፈሩ ወይ ደግሞ ተስፋ ነገር ከቆረጡ አሁን እያነበቡ በቃ ይሄ አይገባኝም ምናምን ካሉ ምናምን ወደ እኔ ነው የሚደውሉት። በቃ እንደውም ያውቁኛል። የሆነ አንድ ከጓደኛችን መሃል አንድ ተስፋ ከቆረጠች ወይም ማንበብ ካስጠላት በቃ የሆነ ብርታት ምናምን የሆነ ማበራታታን ማበረታታት ነገር ከፈለገች። ወደ ፍሬ ደውይ ምናምን ነው የምትባለው ማለት ነው። እና ይሄ ይሄ ነገር እንዳለኝ የማባራታታት ችሎታ እንዳለኝ ራሱ የተረዳሁት። በቃ በዚህ ሁለት አመት ውስጥ ምናምን ነው ጓደኞቼ ስምንቶቹ በቃ ደውለው እንደዛ ይሉኛል። በቃ ወደ ፍሬ ልደውል አሁን። እንጂ አሁንማ የማንበብ ፍላጎቴ ጠፋ ምናምን ነው ጭራሽ የሚሉት

ጥያቄ ምንድነው የሚለው የስራ ቦታ እንዴት ነው ነው የሚለው? የስራ ቦታዬ የኔ እንዴት ነው መጀመሪያ ነገር ሰላማዊ ነው ማለት ሰላማዊ የተጠበቀው የተጠበቀ ስፍራ ነው። እንዴት ነው? ጥበቃዎች ምናምን አሉ እዛ የስራ ቦታዬ ማለት ነው እና ጥበቃዎቹ ሌቦች እንዳይገቡ የሆነ የሚያስገኝ ነገር እዛ እንዳይፈጠር ምናምን ይጠብቃል ማለት ነው። የስራ ቦታዬ ራሱ የሚዘጋው እና የሚከፈተው የሚከፈተው ጠዋት ከአንድ ሰዓት ጀምሮ ማለት ከአስራ ሁለት ሰዓት ጀምሮ ነው የሚከፈተው ማለት ነው ጠዋት ማለት ነው። ከዛ እስከ ማታ ማክሲማል ማለቴ ከፍተኛ የሚቆየው ስንት ነው እስከ ስንት ሰዓት ነው? እስከ አንድ ሰዓት ማታ እስከ አንድ ሰዓት ነው የሚቆየው እንጂ ከዛ በላይ አይቆይም። እና በጣም ሰላማዊ የሆነ ጥበቃዎች ምናምን አሉት በቃ ሰላማዊ የተጠበቀ ነው ምንም የሚያሰጋ ነገር የለውም ማለት ነው። የስራው ቦታዬ ሌላ ነገር ምንድነው? የስራ ቦታዬ ማለት ነው እንዴት ነው ሲባል በጣም ብዙ ሰው የበዛበት ነው። ገበያ ስለሆነ አሁን ልብስ እኛ የኔ የስራ ቦታ ልብስ መሸጫ ነው የኢትዮጵያ ባህላዊ ልብስ መሸጫ ማለት ነው። እና በቃ ሰው በጣም የበዛበት ነው። ቅድም እንዳልኩት ጥበቃው በቃ ስለማዊ ነው ቦታው ግን ሰው በጣም የበዛው በት ነው በጣም በጣም የሚገዛ ሰው አለ የሚገባ ያይ ሰው ምናምን አለ። እና ያ የስራ ቦታዬ ሰፊ ነው። ሌላም ነገር ሌላ ሱቅም ይሸጥበታል ለምሳሌ እንደ አስቤዛም ይሾጣሉ ሌላ ቡና እንደ ቡና ምናምን ያሉት የመሳሰሉት ነገሮች ይሸጣሉ። ቡቲክም አለ ቡቲክ ማለት አሁን እኔ የምሸጠው የሀበሻ ልብስ ነው። ቡቲክ ግን እንደ ዘመናዊ ልብስም ከውጭ የመጡት ልብሶች ምናምን አሉ አይደል እንደ ጂኒስሪ ምናምን ያመሳሰሉት ቀሚስ ምናምን የመሳሰሉት ይሸጣሉ ማለት ነው። እዛ ሌላ ነገር ደግሞ ምን መሸጥ አለ ሽፎን ቤት ሽፎን ሽፎን ማለት ኢትዮጵያ ውስጥ የሚለበስ አይነት ልብስ ነው። ከዛም እሱን ነገርም ይሸጥበታል የስራ ቦታዬ ላይ ማለት ነው። ከዛ ሌላ ምን ይሸጥበታል? ጫማ ጫማም ይሸጥበታል ጫማ የተለያዩ አይነት ጫማዎች ከድፍን ጫማ ጀምሮ እስከ ነጠላ ጫማ ምናምን ይሸጥበታል ማለት ነው። እዛ የስራ ቦታዬ ላይ ማለት ነው ሌላ ምንድነው የሚሸጥበት? የስራ ቦታዬ ቦርሳ ይሸጥበታል ቦርሳ ትላልቅ ቦርሳዎች አሁን ለጉዞ ምናምን የምንጠቀምባቸው በእርሳዎች አሉ አይደል እንደዚህ አይነት ነገር ይሸጥበታል ማለት ነው። ሌላ ደግሞ የመዋቢያ እቃዎች የመዋቢያ እቃዎች ስል እንደ ኩል ቻፔስቲክ ሊፕ ግሎስ የመሳሰሉት ጆሮ ጌጥ የመሳሰሉት ይሸጥበታል ማለት ነው። እንደውም ወርቅም አንድ የሚሸጥ አለ ወርቅም ምናምን የሚሸጥበት አለ አርቲፊሻል በቃ ነፍ ነው ብዙ አርቲፊሻል የሚሰጡ ሰዎች አሉ እዛ ማለት ነው። ሌላ መሄድ የረሳዉት አለ ሰዓት ምናምንም ይሸጣሉ ሰዓት መነፅር ካልሲ ሄር ባንድ ምናምን የሚሸጡም አሉ እና ብዙ በቃ ብዙ ነገር ነው የሚሸጥበት እዛ። እኛ የኔ የስራ ቦታ ላይ ማለት ነው ግን እንደዛም ሆኖ በጣም ብዙ የሚገባ ሰው እያለ ራሱ ወታው ሰላማዊ ነው በቃ ማለቴ ለህይወትም አያሰጋም ጭራሽ ገንዘብህም ገንዘብህም ሰግተህ ለመያዝ ምናምን አያሰጋም ብዙም የሚያስጋ አይደለም። ግን አንዳንዴ አንዳንዴ ስርቆት ምናምን ያጋጥማል እርግጥ ነው ምክንያቱም ይሄ ትልቅ ገበያ ስለሆነ አንዳንዴ ስርቆች ማጋጠሙ ምንም አዲስ ነገር አይደለም ብርቅ ነገር አይደለም ማለቴ መጠንቀቅ የግድ ነው። አሁን የሆነ ቦታ እስላማዊ ነው ብዬ ማለት ገንዘቤን በደንብ ሳላስቀምጥ ከሄድኩ በሰረቅ የግድ ሊኖር ይችላል። ስለዚህ መጠንቀቅም አሪፍ ነው ምንም ያህል የስራ ቦታዬ ስላማው ቢሆንም ማለት ነው። ከዛ በቃ የስራ ቦታዬ ግን በቃ ግባቡ በጣም ነው የሚገርመው እቃ የምትሸጡም አሉ የረስታውት ነገር እቃ ይሸጣል የቤት እቃ አለው አይደል እና ቢያቲ ማቴነሳሃን ነሳሃን ማንኪያ የመሳሰሉት ነገሮች አሉ አይደል እነሱን ነገርም ይሸጥበታል የማይሸጠው ነገር የለም። የባዓል ወቅት ሲሆን ደግሞ ገጽተው ይለያል ማለቴ ገበያ ስለሆነ የባዓል ወቅት ስለሆነ ሲሆን ሰዎችን የሚስቡ ነገሮች ለምሳሌ የገና በዓል ሲሆን የገና ዛፍ ምናምን በቃ እነዛ የሚሸጡ እቃ የሚሸጡ ምናምን ይይዛሉ ማለት ነው። ሌላ ነገር ደግሞ አሻንጉሊቶችም የሚሸጡ አሉ በጣም ብዙ አሻንጉሊቶች ምናምን የሚሸጡ ሰዎች አሉና እኔ እንደውም በዛ ሳልፍ በቃ ደስ ይለኛል በቃ መግዛት ምናምን ራሱ ደስ ይለኛል። አልገዛም እንጂ መግዛት ራሱ በጣም ነው ደስ የሚለኝ ማለት ነው። እና የስራ ቦታዬ በጣም ብዙ ነገር የያዘ የተለያዩ ነገሮች የያዘ ነው ማለት ነው። እንደዛ ሆኖ ራሱ ግን በጣም ሰለማዊ ከሌሎች ሲነጻጸር

ጥያቄ ምንድነው የሚለው አመራር ሚና አለህ ወይ ነው የሚለው? አመራር ሚና አዎ አለኝ ማለቴ ስራ ላይ የምመራቸው ሰዎች አሉኝ። ምክንያቱም የሆነ እንትን ነው ስራዬ የግል ነው ቅድም እንዳልኩት እና ማለቴ የግል ነው ስራይ ቅድም አላስኩትም በሌላ እንትን ቀርጻ ላይ ነበር እንደዛ ያልኩት ስራዬ የግል ነውና። ማለት የሆነ ልብስ ምናምን የሚሸጥበት ቦታ ስለሆነ ሌላ ሌሎች ስራተኞች ምናምን አሉ ከሶስት በላይ ማለት ነው አሁን የሚሸምኑ አሉት። የሚሸምኑ ልብስ የሚሸምኑ አሉ ሌላ ደግሞ ልብሱን የሚሰፉ አሉ ሌላ ደግሞ ልብሱን ጥልፍ የሚጠልፉ አሉ እና እዛ እነሱ ላይ እኔ የአማራር ሚን አለኝ ብዬ አስባለሁ። ምክንያቱም እነሱን ማስተዳደራቸው እኔ ነኝ አሁን የሽመና ስራው ስራውን አሪፍ እንደሰሩት እንዳልሰሩት ወይ ደግሞ ያ ሽመናውን እኔ ነኝ እኔ ነኝ የማየው ማለት ነው ስለዚህ የአመራር ሚና እዛ ላይ አለኝ ብዬ አስባለሁ። እናም ሌላ ፕሮጀክት ላይም ምናምን ሊሆን ሌላ ፕሮጀክት ላይ ደግሞ እኔ የአመራር ሚና ብዙ ጊዜ እዛ ፕሮጀክት ላይ ምናምን ከሆነ የለኝም ሌላ ነገር ላይ ነው ያለኝ ማለት ነው። እና ለምሳሌ እንትን ላይ ሲሆን አሁን የሆነ የሚሰራ ነገር ማለት የሆነ ፕሮጀክት ለሁላችንም ከተሰጠን ለምሳሌ በቡድን ምናምን የተሰጠው የሆነ ፕሮጀክት ምናምን ካለ ግን እዛ ላይ የሆነ የአመራር ሚና አለኝ ብዬ አስባለሁ እንጂ አለቃ አለኝ። አለቃ አለኝ ማለት በአጠቃላይ የሚያስተዳድረን ሌላ አለቃ አለኝ ግን የሆነ ፕሮጀክት በቡድን የምንሰራው ከሆነ እዛ ቡድናችን ላይ የአመራር ሚና አለኝ ብዬ አስባለሁ። የአመራር ሚና ስንል እኮ የግድ አንተ መሪ ነህ ምናምን ተብሎ የሆነ የሚነገርህ ነገር እኮ አይደለም ማለት አንዳንዴ ማለትም የሆነ ግሩፕን ቡድንን ማስተዳደር መቻል ራሱ የአመራር ሚና ነው። ብዬ አስባለሁ እና እንደዛ አይነት ነገር አለኝ እንጂ ሌላ ነገር ብዙም አይደለዉም ማለቴ እኔ ራሴ ሰራተኛ ነኝ ማለት ተቀጣሪ ስለሆንኩ ከግል ስራዬ በተጨማሪ ማለት ነው ስለዚህ የአመራር ሚና ብዙም የለኝም ማለት ነው። በቃ ፕሮጀክት ምናምን ሲሰጠን በቡድን ከሆነ ብቻ ነው ያመራር ሚና ያለኝ ማለት ነው እሱ ደግሞ ምን ይፈልጋል በታማኝነት የሆነ በታማኝነት የሆነ ስራን መስራት ይፈልጋል አመራር ሲባል አሁን አንድ መሪ ሊያተ ሊያስተግብ ማለት ማለቴ የሆነ መተግበር ያለበት ነገር አለ አንድ መሪ እንዲባል ማለት ነው። ለምሳሌ ምን ምን አለ የሆነ ታማኝነት የሆነ ለሚሰራው ነገር ደግሞ ሀላፊነት መውሰድ ሌላ ሌላ ነገሮች ሊኖሩ ይችላሉ እንጂ ዝም ብሎ በዘፈቀድ የሚሆን ነገር አይደለም እና ይሄን ነገር ማሟላት አለበት ብዬ አስባለሁ። እና እኔ በአንዳንድ ነገሮች አዎ የአማራር ሚና አለኝ ብዬ አስባለሁ እሱን ነገር ደግሞ ዝም ብዬ ከልጅነቴ ጀምሮ ማለት በግሩፕ በቡድን ምናምን ከሚሰራ ስራ ጀምሮ የሆነ እያዳበርኩት የመጣሁት ልምድ ነው ብዬ አስባለሁ። ማለት ዝም ብሎ በአንዴ የሚመጣ አይነት ልምድ አይደለም አሁን ለምሳሌ እኔ ከመሬት ተንስቼ የአመራር ሚና እጫወታለሁ ምናምን ብል ላልችለው እችላለሁ ማለት በአንድ የሚመጣ አይነት አይደለም እንደውም ማኔጅመንት ተብሎ ራሱ እኮ ትምህርት ይሰጣል። ኢትዮጵያ ውስጥ ትምህርት ይሰጣል ሌላ ሀገርም ይሰጣል አዎ እናም ዝም ብሎ በአንድ የሚመጣ ነገር አይደለም ግን እኔ ደግሞ እንትን ነው ተምሬ ምናምን ያመጣሁት ደግሞ አይደለም ይሄ የአመራር ሚና ተምሬ ምናምን አሁን ዩኒቨርሲቲ ገብቼ ለአንድ አራት አመት ተምሬ ምናምን ያመጣሁት ነገር አይደለም። ዝም ብዬ ድሮ በቃ ከልጅነቴ ጀምሮ ያን ነገር ማለት እያዳበርኩት የመጣሁት አይነት ልምድ ነው እንጂ የሆነ በትምህርት በ በትምህርት ስርዓት ባለው ትምህርት ተምሬ ያገኘሁት ነገር አይደለም። እና የሆነ በልምድ ያመጣሁት ነገር ነው እና እሱን እሱን ነገር ከግምት ውስጥ ማስገባት አስፈላጊ ነው ብዬ አስባለሁ ማለት ነው። አሁን ሌላ የአመራር ሚና ስንል ደግሞ ቤት ውስጥ ራሱ ህይወታችን ራሱ እንዴት ነው የምንመራው ማለት በትክክል ነው የምንመራው ወይ ወይስ የሆነስ ምስቅልቅል ያለ ነው? አንዳንዴ ህይወታችን ራሱ እኮ ማስተዳደር ይፈልጋል ዝም ብሎ አንድ ሰው መሪ ነው ሊባል የሚችል መጀመሪያ ህይወቱን በአግባቡ ማስተካከል ሲችል ነው ብዬ ነው የማስበው። እንደውም እኔ አሁን የአማራር ሚና አዎ በደንብ ነው ያለኝ ህይወቴ አሁን እኔ በራሴ ማስተዳደር እችላለሁ የሌላ ሰው እገዛ ምናምን አያስፈልገኝም ስለዚህ ይሄ ህይወትን የማስተዳደር የመቻል እሱ የአመራር ሚና ነው ብዬ አስባለሁ። እና አዎ

ጥያቄው ምንድነው የሚለው በብእር ወይስ በእርሳስ ትጽፋለህ ነው የሚለው? እኔ በብእር አልጽፍም በእርሳስ ነው የምጽፈው ማለት ነው ሁሌ ማለት ነው። እንደውም በብእር ጽፌ አላውቅም። ሞክሬ አውቃለሁ ማለት እንዴት እንደሆነ ለመሞከር ብዬ የሆነ ጊዜ ያ ያ ያ የኤቭን እንትን የይፍ የዳቦ ምናምን። እንትናቸው ያ ፌቨራቸው ክንቲታቸው እሱን አድርጌ የኤፍ ክንቲት ምናምን አድርጌ ቀለም አድርጌ ለመጽሐፍ ሞክሬ አውቃለሁ ግን ብዙም አልተሳካልኝም። ብዙም የሚመችም ሆኖ ስላላገኘሁት አልጽፍም ማለት ነው። በብእር ማለት ነው እኔ ሁሌ የምጽፈው በእርሳስ ነው። ደግሞ አሁን በብእር ጽፈን ምናምን ክላስ ውስጥ አሁን ትምህርት ውስጥ ትምህርት ቤት ውስጥ በብእር ምናምን ጽፈን ደብተራችንን ይዘን ብንሄድ አስተማሪዎቻችንም ራሱ ማለት ምንድነው ምናምን ነው የሚሉት ማለት ነው። እና አሁን ላይ የተለመደ አይደለም በብእር መጽሐፍ በብእር የሚጻፈው ድሮ ነበር። ድሮ እርሳስ ስክብሪቶ ምናምን ከመስፋፋቱ በፊት ከመፈጠሩ በፊት ማለት እርሳስን ከመፈጠሩ ከመሰራቱ በፊት በምንድን ነበር የሚጻፈው በብእር ነበር የሚጻፈው ማለት ነው። ደግሞ ድሮም እንትንም አልነበረም ወረቀትም አልነበረም ምንድነው የነበረው ድሮ እንትን ነው የነበረው ያ ምንድነው የሚባለው? ብራና አሁን በብራና ተደርጎ በብእር ነበር የሚጻፈው አብዛኞቹ የኢትዮጵያ የድሮ መጽሐፍቶች። በተለይ ደግሞ መንፈሳዊ መጽሐፍቶች ለምሳሌ እኔ ሃይማኖቴ ክርስትና ኦርቶዶክስ ነኝ። እና የክርስትና መጽሐፍቶች አብዛኞቹ የኦርቶዶክስ መጽሐፍቶች መጽሐፍ ቅዱስን አንዳንድ ሌላ መጽሐፍቶች እንደ አዋልድ መጽሐፍት አሉ አይደል እንደ መጽሐፍ ቅዱስ አይነት ሆኖ ግን ሌላ አዋልድ መጽሐፍት የሚባል ነገሮች አሉ። አሁን የቅዱሳን ታሪክ ምናምን የሚጻፍበት ለሰዎች እንደ ተግሳጽ አይነት በቃ የዘላለም ህይወት እንዳለን የሚያሳዩ አይነት መጽሐፍቶች ምናምን አሉ። አሁን አባቶቻችን በራሳቸው የሚጽፏቸው አሉ። አይደል አሁን ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል የተጻፈው የእግዚአብሔር ቃል ሆኖ። አባቶቻችን ነው የጻፉት ለምሳሌ መጽሐፍ ቅዱስን ለመጀመሪያ ጊዜ የጻፈው በብሉይ ኪዳን አባታችን ቅዱስ ሙሴ ነበር። እና እሱን ነገር አሁን በብራና በብራና ምናምን የጻፉት ደግሞ ሌሎች አባቶቻችን ናቸው በብራና አድርገው በብእር አድርገው ነው የጻፉት ማለት ነው። በብራና እና በብራና መጽሐፍ በጣም ከባድ ነው ለኔ በጣም ከባድ ነው። ምክንያቱም መጀመሪያ ያ ወረቀቱ እንደ ወረቃት አይነት አሁን የለም ብዙ ጊዜ ብራና የሚባለው ነገር ለማግኘት ራሱ ብዙ ፕሮሰስ ነው ያለው ብዙ ሂደት አለው። ምንድነው ለምሳሌ እንትን ይደረጋል ከቆዳ ነው የሚሰራው ከከብት ቆዳ ምናምን እሱ ነገር ብዙ ፕሮሰስ ማለት ብዙ ስቴፒ ሄዶ ብዙ ቅደም ተከተል ምናምን አልፎ ነው። ብራና ብራና ሆኖ የሚሰራ ማለት ነው ከዛ ደግሞ በብእር ነበር የሚጽፉት። በብእር ደግሞ አሁን የሆነ አንድ ቃል ከተሳሳቱ ምናምን ጽህፈት ላይ መደምሰስ ምናምን አይቻልም እንደውም የተደመሰሰ ጽሁፍ አይቼ አላውቅም መጽሐፍ ቅዱስ ላይ በብራና የተጻፉት ሌሎች መጽሐፍቶችም ላይ በብራና እና በበሬ የተጻፉ የተደመሰሰ ነገር አይቼ አላቅም። እናም እንዴት ነበር የሚያደርጉት በጣም ተጠንቅቀው ነበር የሚጽፉት ማለት ነው እኔ አሁን በእርሳስ እየጻፍኩ ስንቴ እንደምደመስስ ራሴ ነው የማውቀው በቃ አንዴ እጽፋለሁ እደመስሳለሁ ምናምን ማለት ነው። ድሮ ግን በብእር ሲጽፉ በብእር እየጻፉ ምንም አይሳሳቱም ነበር ማለት ነው። በጣም አስቸጋሪ ነበር ግን በጣም ጠንካሮች እንደነበር በዚህ ራሱ ማየት እንችላለን ማለት ነው። እናም እኔ አሁን ላይ በብእር እና በብራና የተጻፉ መጽሐፍቶችን እውነቱን ለመናገር በአካል አይቼ አላውቅም። ይዤም አላውቅም በቲቪ ምናምን ነው የማየው እንጂ እስካሁን በአካል የማግኘት እድል አጋጥሞኝ አያውቅም። ግን ባይ ደስ ይለኝ ነበር እንደዛ በዛ የተጻፈ መጽሐፍቶችን ለማንበብ እንኳን ይቅር ምክንያቱም እንዳይበላሽ አሁን ለቅርስ መቀመጥ አለባቸውም ብዬ ስለማምን። በዛ መጽሐፍ ላንብብ አልልም ምክንያቱም እንዳይበላሹ ለቀጣዩ ትውልድ ራሱ መስተላለፍ አለባቸው መተላለፍ አለባቸው ሳይበላሽ ማለት ነው። ምክንያቱም ከቀጣይ ትውልድ ከዛ ብዙ የሚማረው ነገር ስላለ ማለት ነው። እና የማየት እድሉን ባገኝ ግን ደስ ይለኝ ነበር ግን አያለሁ ብዬ አስባለሁ በዚህ አመት የማየት እቅዱ አለኝ። እና እኔ ደግሞ በብእር አሁን ላይ አልጽፍም በቃ የተለመደ አይደለም በእርሳስ ነው የምጽፈው የኛ ዘመን ላይ በብእር መጽሐፍ ቀርቷል ማለት ይቻላል በቃ ያለም አይመስለኝም በአጠቃላይ ማለት ነው። እና እኔ በምንድነው የምጽፈው በእርሳስ ነው የምጽፈው ማለት ነው። በእርሳስ እጽፋለሁ ደግሞ ከእስብሪቶ ይልቅ በእርሳስ መጽሐፍ ደስ ይለኛል ምክንያቱም እርሳስ ቶሎ ከተሳሳትኩኝ ቶሎ የመደምስ ድምስስ ባደረገው ባጠፋው ቶሎ የሚጠፋ ነገር ስለሆነ ማለት ነው። እና አብዛኛው ጊዜ እኔ በእርሳስ ነው የምጽፈው በብእር ጽፌ አላውቅም እስካሁን ማለት ነው።

ጥያቄው ምንድነው የሚለው ስንት ቋንቋ ትችላለህ ነው የሚለው? እኔ ስንት ቋንቋ ነው የምችለው ሶስት ቋንቋ ነው የምችለው። ማለቴ አንደኛ ትግረኛ እችላለሁ ትግረኛ ከወላጆቼ ምናምን ከምወለድ ጀምሮ የቻልኩት ማለቴ ለመጀመሪያ የቻልኩትም ቋንቋ ወላጆቼ ምናምን ያስተማሩን የአካባቢ ማህበረሰብ ምናምን ያስተማረኝ ቋንቋ ትግረኛ ነው። ምክንያቱም እኔ ትግራይ ውስጥ መቀሌ የሚባል ቦታ ላይ ነው የተወለድኩት እና እዛ ነው ያደግኩት እስከ እስከ በቃ እስከ አስራ ስምንት አመቴ ምናምን እዛ ነው ያደኩት ማለት ነው። እና በመጀመሪያ በጣም በደንብ የምችለው ቋንቋ ትግረኛ ነው ወላጆቼ ምናምን እየተማርኩ ስለሆነ ማለት ነው በቃ የእናቴ ቋንቋ የሚባል ቋንቋ አለ አይደል እንደዛ ነው ለኔ ትግረኛ ምናምን ማለት ነው። ሁለተኛ የምችለው ቋንቋ ደግሞ አማርኛ ነው። አማርኛ ደግሞ እንትን ትግራይ ላይ በወለድ ራሱ መቀሌ ላይ በወለድ ራሱ ምንድነው አሁን አማርኛ አዲስ አበባ አካባቢ አማራ አካባቢ ምናምን የሚወራ አይነት ቋንቋ ነው። ግን ኢትዮጵያ ውስጥ ነን ሁላችንም አይደል አንድ አንድ ከተማ ላይ ነን እና ምንድነው አሁን አማርኛ ፊልም ከልጅነቴ ጀምሮ በቃ እንደ ትግርኛ አማርኛ ፊልም አያለሁ ቤታችንም ራሱ ወዳጆቹ አማርኛ ማውራት ስለሚችሉን አንዳንዴ በአማርና እናወራለን ቤት ውስጥ ማለት ነው። የመጀመሪያ ቋንቋችን ትግርኛ ነው ግን እንደዛም ሆኖ በአማርኛ እናወራለን ፊልምን በአማርኛ አያለሁ ሁሌ ማለት ነው እንደውም አብዛኛው ጊዜ ከትግረኛ ፊልም ይልቅ አማርና ፊልም ነው የማየው እሱን በጣም ይሰበኛል ማለት ነው። ትግረኛ ፊልም ተከታታይ ነው አብዛኛው ጊዜ የሚያመጡት እንጂ አንድ ፊልም ተጀምሮ የሚያልቅ አይነት ፊልም አያመጡም እና በአማርኛ ግን አንድን ለምሳሌ በሁለት ሰዓት የሚያልቅ ፊልም ምናምን ይሰራል አብዛኛው ጊዜ ማለት ነው። እና በቃ በጣም ስለሚስበኝ አማርኛ ፊልም ነው የማየው እንደውም የትግረኛ ቲያትር ፊልም ምናምን ደግሞ ብዙም አላደገም እዛ ላይ እዛ ብዙ አላደገም ብዬ አስባለሁ በትግረኛ ማለት ነው። እና እንደዛ ስለሆነ እኔ ሁሌ የማየው አማርኛ ፊልም ነው። እና ደግሞ ሌላም ነገር አለ ቃና የሚባል ቃና የሚባል ቻናል የመጣው የቴሌቪዥን ጣቢያ የመጣው የሆነ አምስተኛ ክፍል ወይም አራተኛ ክፍል እያለው ነበር የመጣው ማለት ነው። እና እሱ የቱርክ ፌልም የህንድ ምናምን ያመጣና ሌላ የሜክሲኮም የቻይናም የኮሪያ ፊልም ምናምን መጥቶ በአማርኛ ነው የሚቀርበው እና እኔ የቱርክ ፊልም ምናምን በጣም ስለምወድ ቃና አይ ነበር እና አማርኛ በዛ ነው በደንብ የቻልኩት ማለት ነው። እና አማርኛም በደንብ እችላለሁ በዛ በዛ በኩል አድርጌ ማለት ነው ደግሞም አማርኛ ራሱ ትግራይ ውስጥ የሚያወራ ሰው አለ እውነትን ለመናገር ማለት ነው አንዳንዴ አማርኛ የሚያወራ ሰው አለ በቃ እንትን ነው። አሁን አዲስ አበባ ምናምን የኖረ ሰው ወይም አማራ ሌላ አካባቢ አማራ ክልል ላይ የኖረው ሰው ትግራዋ ሆኖ ትግራይ ውስጥ በአማርኛ የሚያወራ አለ እና እንደዛ ስለሆነ በቃ ሳላስበው በቃ እንደውም ተምሬ ማደል ምናምን ሰላሳ ሰበው ነው አማርኛ ቋንቋ የቻልኩት ማለት ነው። ሶስተኛ የምችለው ቋንቋ ደግሞ ኢንግሊሽ ነው። ኢንግሊሽ ኢትዮጵያ ውስጥ አይወራም እውነትን ለመናገር ኢትዮጵያ ውስጥ ማንም ሰው በእንግሊሽ አያወራም ማንም ሰው ስትል ግን ከመቶ አስር ፐርሰንቱ አይጠፋም እንግሊሽ የሚያወራ ማለት ነው። ግን አብዛኛው ሰው ኢትዮጵያ ውስጥ አማርኛና ትግርኛ ነው የሚያወራው እና ማለቴ ሌላም አለ እና ኦሮሞም ሌላ ቋንቋዎችም አሉ ግን ኢንግሊሽ ብዙም ሰው አያወራም ግን እንዴት ነው እኔ እኔ እንግሊሽ እንዴት ነው የቻልኩት? ቅድም እንዳልኩት እንደ አማርኛው ፊልም በጣም አያለሁ ኢንግሊሽ ፊልም ኢንግሊሽ ፊልም እና አማርኛ ፊልም ነው አብዛኛው ጊዜ የማየው እኔ ደግሞ በትግረኛ ፊልም አላይም። እና አብዛኛው ጊዜ እንግሊሽ ፊልም አያለሁ ሙዚቃ እንግሊሽ እሰማለሁ እና ደግሞ ትምህርቱም ይማራል እንማራለን ትምህርት ላይ ካሬክለማችን ላይ አለ እንግሊሽ የሚባል ትምህርት ማለት ነው ስለዚህ ግራመሩ ግራመር ፓርቱ ምናምን የ የቋንቋ አቀማመጡ ምናምን ትምህርት ቤት ላይ ነው የተማርኩት የእንግሊሽ ማለት ነው። ሌላ አክሰንቱ ማለት አሁን አክሰንት አለ አይደለ እንግሊሽ በደንብ እንደ ኖርማል እንደ ሁሌ የተለመደ እንደ የተለመደ ቋንቋዬ እንደ አማርኛ እንደ ትግረኛና የቻልኩት ግን ፊልም በማየት የሆነ ሙዚቃ በመስማት ሌላ ቲቪ ሾው ምናምን በማየት ነው እንግሊሽ ቋንቋ የቻልኩት ማለት ነው። አሁን ላይ ሶስት ቋንቋ ብቻ ነው የምትችለው ሌላ አልችልም። ፈረንሳይ ለመማር አስቤ ነበር ግን በጣም ከብዶኝ በቃ አንተ ሳምንት ምናምን ተምሬ ተውኩት በጣም የሚገርመው ነገር ማለት ነው ለቀጣይ እማራለሁ ብዬ አስባለሁ እስካሁን ሶስት ቋንቋ ብቻ ነው የምትችለው ማለት ነው። ኢትዮጵያ አካባቢ ደግሞ ሌላ ኦሮሞ የሚወራበት አካባቢ አለ አሁን ኦሮሞ አልችልም። ብችል ደስ ይለኝ ነበር እሱንም እንደ ፍሬንች ለመማር ያሰብኩ ነው እናም ምችለው ቋንቋ ዉስጥ

ጥያቄ ምንድነው የሚለው የሽያጭ ግቦች አሉ ወይ ነው የሚለው? አዎ እኔ የሽያጭ ግቦች አሉኝ እንዴት ናቸው እነዚህ? አብዛኛው ጊዜ እንግዲህ የሽያጭ ግቦች እንዲኖሩኝ ያደረገው ከልጅነቴ ጀምሮ ወላጆቼ ነገዴዎች ናቸው እና ማልቴ እነሱ ሲነግዱ የሆነ እቃ ምናምን ሲሸጡ የሆነ የሚያወጡት ግብ አላቸው እና በዛ በዛ እኔንም እንደዛ የሽያጭ ግብ የሽያጭ ግብ እንዲኖረኝ አድርጎ አድርጎኛል ብዬ አስባለሁ እንዴት ነው? ለምሳሌ አሁን ቤታችን ልብስ ነው የሚሸጠው የሀበሻ ልብስ ማለት ነው እና የሀበሻ ልብሱ በመጀመሪያ በውድ ዋጋ ነው የሚገዛው እንዴት ነው እኛ የምንሸጠው ያለቀ ማለቴ ሁሉንም እንትኑ የአሰራር ሂደቱ አልቆለት ለመልበ ለመልበስ ለመለበስ ሲደርስ አካባቢ ነው እና የምንሸጠው ማለት ነው በቃ ለመደርስ ለመለበስ በቃ ዝግጁ የሆነ ልብስ ነው የምንሸጠው ማለት ነው። አሁን ከዛ በፊት ግን ምንድነው የሚደረገው? ልብሱ ሽመና ቤት ይሄዳል አሁን ልብስ የሀበሻ ልብስ ጥጥ ነው ከጥጥ ነው የሚሰራው እና መጀመሪያ ያጥጥ ተፈትሎ ምናምን እዛ ሸማኔ ቤት ይሰራል ማለት ነው ሽመና ሽመና ስራ የሚሰሩ ሰዎች ይሰሩታል ሁለተኛ ደግሞ ተሸምኖ ሲያልቅ ደግሞ ስፌት የሚባል አለ በመኪና ይሰፋል ማለት ነው። ሶስተኛ ከተሰፋ በኋላ ደግሞ የሆነ ጥልፍ የሚባል አለ ያ ጥልፉ ይጠለፋል ማለት ነው። አራተኛ ደግሞ ምንድነው የሚደረገው? ከተጠለፈ በኋላ ላውንደሪ ምናምን ገብቶ አሪፍ እንዲሆን እዛው ይታጠባል ማለት ነው። እና ይሄ ይሄ ሁሉ ሂደት ለም ለም ለማድረግ ብዙ ገንዘብ ነው የሚወጣበት ማለት ነው። መጀመሪያ ማለት ነው ይሄ ሁሉ ወጪ ደግሞ መጀመሪያ ለምሳሌ ወላ ወላጆቼ ለመልበስ እስከም የደረሰ ልብስ ነው የሚሸጡት ብዬ አል አልነበር ይሄ ለማድረግ ብዙ ገንዘብ ነው መጀመሪያ የሚያስወጣው ማለት ነው። ከዛ ግን ሲሸጥ ደግሞ ያሁሉ ገንዘብ መልሶ ትርፍም ያስገኛል ማለት ነው። እና በመጀመሪያ በመጀመሪያ ያን ገንዘብ ሲያወጡ ግቦችን ያስቀምጣል ወላጆቼ ማለት ነው ግቦች ይሄን ይሄን ይሄን ገንዘብ ባወጣ ወደዚህ ለምሳሌ ለሽመና እንዲህ ባወጣ ለስፌት ለጥልፍ እንዲህ ባወጣ ስንት ነው የምከስበው ምናምን ብሎ ስንት ክስብ አገኛለሁ ስንት ጥቅም አገኛለሁ ምናምን ብሎ መጀመሪያ ግቦችን ያወጣሉ እንጂ ዝም ብለው ገንዘባችሁም አያጠፉም አንዳንዴም ወደ ኪሳራ ሊያ ሊያዳርግ ስለሚችል ዝም ብሎም እንትን አያወጡም እና በዛ ነው ግብ የሚያወጡት ማለት ነው። እና እኔ እነዛ እነሱን እያየሁ ስላደኩ አሁን ላይ የሽያጭ ግቦች አወጣለሁ እንደውም የሆነ ጊዜ የሆነ መሸጥ ጀምሬ ነበር። አንዳ የውበት የውበትም መጠበቂያ የውበት መጠበቂያ እቃዎች ለምሳሌ እንደ ሜካፕ ሰንስክሪን ምናምን የመሳሰሉት ነገሮች መሸጥ ጀምሬ ነበር። እና የዛኔ ምንድነው ያደረኩት? ወዳጆቼን እንደሚያደርጉት መጀመሪያ የሽያጭ ግቦች አወጣው ማለቴ የ የሽያጭ ግቦች የምንላቸው ደግሞ ምንድን ናቸው? ዝም ብለን ክስብ ማለቴ ከዚህ ይሄ እቃ ብሸጥ ስንት ክስ ክስ ክስብ ነው የማገኘው ስንት ትርፍ ነው የማገኘው? ምናምን ሳይሆን ስንት ትርፍ እንደምናገኝ ብቻ ሳይሆን አሁን ይሄ እቃ ሽሸጥ ሌላው ሰውም ምንድነው የሚጠቀመው? የምርም ሌላ ሰው እንዲረካ ማድረግ እችላለሁ ይሄ እቃ ስ ስለሸጥኩኝ ምናምን ብለን ማሰብም አለብን ማለት ነው። ይሄ እንዴት ነው የሚሆነው አሁን አንደኛው ያው ገዢው ይሄ እቃ ይፈልገዋል ወይ ምናምን ብለን ማሰብ ነው የሽያጭ ግቦች የምንላቸው ማለት ነው። አሁን የሆነ እቃ መሸጥ ብንጀምር የሚፈልገው ሰው ካልኖረ ማንም አይገዛንም ማለት ነው። ስለዚህ አንደኛ መሆን ያለበት ጥያቄው ይሄ እቃ የሚፈልገው ሰው አለ ወይ ነው? ሁለተኛ ደግሞ የሚፈልገው ሰው አለ ግን የት ቦታ ነው የምናደርሰው? አሁን አሁን ለምሳሌ እኔ የም የምሸጠው እቃ እዚህ ሆኜ የሚፈልገው ሰው እቃ ግን ያ እቃ የምፈልገው ግን በጣም ሩቅ ቦታ ከሆነ ቶ ቶሎ የማይደርስ ከሆነ ማንም ሰው ሊገዛኝ አል አይችልም ማለት ነው። ስለዚህ ቦታው ደግሞ ለተጠቃሚው ቅርብ መሆንና አለመሆኑ በደንብ ማወቅ አለብን ማለት ነው። ይሄ የሽያጭ ግቦች ነው። ሶስተኛ ደግሞ ተመጣጣኝ ዋጋው ወይ አሁን ሰው ሊገዛው የሚችለው ዋጋ ነው እኛ የምሸጠው እቃ ዋጋው ሰዎችን መግዛት የሚችሉት አይነት አቅም ነው ወይ ብላን የሰዎችን አቅም የገዢው አቅም ማየት አለብን ማለት ነው። ይሄ የሽያጭ ግቦች ነው የኔ የሽያጭ ግቦች ማለት ነው። አራተኛ ደግሞ ሰዎቹ ያረካቸዋል ወይ የሆነ እቃ ገዝቶ ደስ ይላቸዋል አሁን የሚቆጭበት የሆነ እቃ ገዝተን ምንቆጭበት አይነት አለ አይደል እንደዛ እንዳይሆን እጠነቀቃለሁ። የኔ የሺያጭ ግቦች እነዚህ ናቸው ማለት ነው

ጥያቄ ምንድነው ሚለው የአካባቢው ገበያ የአካባቢዎ ገበያ እንዴት ነው ነው የሚለው የአካባቢያችን ገበያ አሁን እንዴት ነው መሰላችሁ? የሆነ የሆነ ገበያ አለ ትልቅ ገበያ ማለት ነው ያ ገበያ ምን ምን ያካትታል? አንደኛው ልብስ ቤት አለው አሁን ልብስ ልብስ ሚሸጡት ዘመናዊ ልብሶች እና ባህላዊ ልብሶች ሚሸጡበት ቦታ አለ። በአጠቃላይ ማለት ነው እንዴት ነው ያ ዘመናዊ ልብሶች እንደነ በቃ ከአረብ ሀገራት ሚመጡም ይሆናሉ ከውጪ ከውጫ የሚመጡ ልብሶች አሉ ኢትዮጵያ የሚሰሩም አሉ። እንዴት ናቸው እነዛ ዘመናዊ ሚባሉት እንደ ጂንስ ሱሪ ጂንስ ጉርድ ማልቴ በቃ ጃኬት ቲሸርት ምናምን የመሳሰሉት አሉ። በዲ ማለት ነው ጫማም ጫማም አለ እንደ ድፍን ጫማም ሲኒከር ሌላም ክፍት ጫማም ምናምን አሉ ደግሞም ዝም ብሎ ለጥላ ጫማም አሉ የሚሸጥበት ማለት ነው። ሌላ ደግሞ እዛ እዛ ገበያ ውስጥ ማለት ነው ባህላዊ ባህላዊ የሀበሻ ጥልፍ የሚሸጥበት አለ ኢትዮጵያ ውስጥ የሀበሻ ልብስ ይለበሳል በጥጥ የተሰራ ምናምን ማለት ነው እና እዛ ደግሞ ጥልፍ ሚባል አለ። ዙሪያ ሚባል አለ እነሱን ነጠላ ነጠላም ምናምን ሚባልም አለ እና እነሱ እነሱ ሚሸጡበት አሉ። ሌላ ነገር ደግሞ እዛ ገበያ ውስጥ ምንድነው ሚሸጠው ሽፎን የሚባል አለ። ሌላ ኢትዮጵያ ውስጥ ባህላዊ የኢትዮጵያ ልብስ ነው ሽፎንም ሽፎን ሚባል አለ። ሴቶች ነው ሚለብሱት ከዛ በጣም ነው የሚያምረው እንደ ማለቴ ህንድ አካባቢ ሚለብሱት አለ እንደ ሽፎን የሚመስል ነገር ማለት ነው። እንደዛ አይነት ነው እንደ ሳሪ ነው ሚባለው የህንዱ እንደዛ አይነት ነው ያአ ሽፎን ሚባለው ማለት ነው ግን ማለት አሰራሩ ይለያያል የህንዱና የኢትዮጵያ ሽፎን አሰራር ይለያያል ማለት ነው። ከዛ እሱን ሚሸጥበት አለ እዛ ገበያ ውስጥ ማለት ነው። ሌላ ሚሸጥበት ነገር ደግሞ እዛ ገበያው ውስጥ ማለት ነው እዛ ትልቅ ነው ገበያው የአካባቢያችን ገበያ ያለው ማለት ነው። ሌላ ምንድነው የሚሸጥበት እዛ ገበያ ውስጥ? እንትን እቃ የቤት እቃ ይሸጣል የቤት እቃ እንደ ድስት ብረት ድስት ማት ነው የብረት ድስት ማንኪያ ብርጭቆ የሆነ ሻይ መጠጫ ቡና መጠጫ ሲኒ ጀበና አንዳንዴ ሸክላ እቃዎች ብዙ ነገር ማለት ነው። አበባ አበባም እዛ እቃ ቤቱ ነው የሚሸጠው አብዛኛው ጊዜ ሌላ ነገር ደግሞ ጠረጴዛ የሆነ ወንበር ምናምን ይሸጣል እዛ ገበያ ውስጥ ማለት ነው። እና በቃ ገበያው ትልቅ ነው እዛ ገበያ ውስጥ ደግሞ ሌላ ፈርኒቸር ሚሸጡበት አሉ የጣውላ ስራዎች ምናምን ሚሸጡበት ደግሞ አሉ። እነዛ ላይ ደግሞ የጣውላ የጣውላ አልጋን መዝሙር አልጋ ማለት ነው የሆነ የጣውላ አልጋ ሌላ ሌላ ነገር ደግሞ አለ ቁም ሳጥን ይሸጣል። እቃ ማስቀመጫ በጣውላ የተሰራ ማለት ነው አለ ሶፋም አለ ሶፋ ሚሸጥበት እዛ የጣውላ ስራዎች ላይ ማለት ነው። ይሄ ገበያ ውስጥ ነው የሚሸጠው ማለት ነው። ሌላ ነገር ምን ይሸጣል ገበያ ውስጥ? የውበት መጠበቂያ እቃዎች ማለት ነው እንደ አሁን የውበት መጠበቂያ መጠበቂያ ስንል እንደ ቅባት ቅባት ሻምፖ ኮንዲሽነር ኩል ሆነ ሊፕ ግሎስ የመሳሰሉት ነገሮች ሜካ አፕም ይሸጣል ሜካፕ እንደዛ የመሳሰሉ ነገሮች ይሸጣል ማለት ነው። የመዋቢያ እቃዎች ምንላቸው እንደዛ ነገሮች ይሸጣሉ ሌላ እዛ ገበያ ውስጥ ደግሞ ሌላ ወርቅ ቤትም አለ ወርቅም ይሸጣል። ወርቅ አሁን በግራ ምናምን ተለክቶ ምናምን ሚሸጥበት ሌላ ቦታም እዛ ገበያ ውስጥም አለ። ወርቅም ይሸጣል ማለት ነው ለሰርግ ምናምን ሰዎች ከፈለጉ ወይ ደግሞ ደስ ደስ እንዳላቸው በቃ ደስ ባላቸው ሰዓት ሊጎዙበት ሚችሉ ወርቅ ቤትም አለ። እዛ ወርቅ ቤት ግን እዛ ገበያ ግን የሌለ አንድ ነገር አለ አሁን አልማዝ መግዛት የሚፈልግ ሰው እዛ እዛ ገበያ ውስጥ ሄዶ መግዛት አይችልም እንደውም እኔ አልማዝ የት እንደሚሸጥ አላቅም እውነቱን ለመናገር ማለት ነው እዛ አካባቢያችን ያለ ገበያ አልማዝ አይሸጡም። ወርቅ ነው ሚሸጡት ከወርቅ ነው ደረጃቸው መሰለኝ ወርቅ ነው እንጂ እስካሁን አልማዝ አይሸጥበትም እዛ ገበያ ወይ ምናልባት እኔ ለቀጣይ እጀምረው ይሆናል። እና ሌላ ደግሞ ምን አለ? ቢሎ ቤትም አለ ቢሎ የሚሸጥበት ለሰርግ ቤሎ ምናምን ሚሸጥበት ቦታም አለ። ሌላ በዛ አንፃር ደግሞ ምን አለ ይህ ሁሉ ትልቅ ትላልቅ ነገሮች ናቸው አደል እዛ ገበያ ያሉት ሌላም አለ ትናንሽ ነገሮች ሚሸጡበት ማለት ነው። እንደ አስቤዛ ሽንኩርት ኮሚደራ ሽንኩርት ቲማቲም ሽንኩርት ቲማቲም ቃሪያ ድንች ሰላጣ ቆስጣ ለአስቤዛ የሚያገለግሉ ነገሮች ማለት ነው የአበባ ጎመን ምናምን ይሸጡበታል እና ይሄን ሁሉ ያጠቃለለ ነው የአካባቢያችን

ጥያቄው ምንድነው የሚለው የምትወደው መክሰስ ምንድነው ነው የሚለው? እኔ በጣም የምወደው መክሰስ ማለት ነው። እንቁላል በዳቦ የተጠበሰ ዳቦ። የተጠበሰ ዳቦ ሆኖ ግን የተጠበሰው በእንቁላል ማለት ነው። አሁን ሁሌም ምወደው በቃ ደስ የሚለኝ እንዲሰራልኝ ማለት ነው። ዳቦ በእንቁላል የተጠበሰ ማለት ነው እንቁላል እንዴት ነው የሚሆነው ይሄ? ዳቦ አለ አይደል ከዛ እንቁላሉ ይመታል መጀመሪያ ማለት ነው። ከዛ ያ ያ ዳቦ ወደ እንቁላሉ ይገባና በደንብ ይዘፈቃል እዛ እንቁላሉ ውስጥ ማለት ነው። ከዛ በደንብ ሲርስ ወደ ዘይት ተደርጎ ይጠበሳል ማለት ነው። እኔ በቃ እንደዛ በጣም ነው የምወደው። ተደርጎ ሲሰራ ማለት ነው እንቁላል ተጠብሶ ማለት ነው። ለመክሰስ ያ እንዲሰራልኝ ነው ሁሌ የምወደው ማለት ነው። እና አብዛኛው ጊዜ ደግሞ እሰራለሁ። በራሴ እናቴም ትሰራልኛለች ግን እናቴ እሱን በመክሰስ ላይ መክሰስ ላይ እሱን እንድበላ ደስ አይላትም። ምክንያቱም እንቁላል ነው ዘይትም ስለሆነ የሆነ ይከብድሻል። ማታ ላይ ማታ አካባቢ ስለሆነ ቀለል ያለ ነገር ነው መብላት ያለብሽ። ደግሞ አብዛኛው ጊዜ እሱን ነገር መክሰሴ ላይ ከበላው እራት እጠግባለሁ በቃኝ ነው የምለው። እና እራት ስለማልበላም አሁን እየዘጋሽ ነው በቃ እንደዛ መክሰስ ላይ አትቢ ነው የምትለኝ እናቴ ማለት ነው። እኔ ግን በጣም ስለሞት በቃ ምንም ማድረግ አልችልም። አብዛኛው ጊዜ እበላለው በቃ። እና ሌላ መክሰስ ላይ እናቴ እንድበላ የምትፈልገው ምግብ ደግሞ እንዴት ነው? የሆነ ቀለል ያለ ነገር ለምሳሌ ዳቦ አድርጌ ወይም በማር ምናምን ቀብቼ ምናምን እንድበላ ነው የምትፈልገው ማለት ነው። ማለቴ እራት የሚያስበላኝ አይነት አሁን አንዳንዴ ደግሞ የሆነ ሰላጣ ነገር ትሰራና በዳቦ በዳቦ እንድበራት ቢዪ ትለኛለች ማለት ነው። መክሰስ ላይ እኔ ግን የምወደው ያ መጀመሪያ ያልኩት የተጠበሰ በእንቁላል የተጠበሰ ዳቦን ነው የምወደው ማለት ነው። ግን ይዘጋል አዎ ልክ ናት እናቴ ልክ ናት ማታ አስር ሰዓት አካባቢ እሱን ነገር ከበላው ማታ በቃ አልበላም እራቴ ሳልበላ ነው ማድረው ማለት ነው። ሌላም እኔ የምወደው መክሰሴ ላይ ደግሞ መክሰስ ላይ መብላት የምወደው ማለት ነው። ምንድነው? እንትን በለውዝ ወይ ደግሞ ወይ በጥንያ የሚባል ነገር አለ እሱን ቀብቼ ምናምን ዳቦ ማለት ነው። ከዛ አንድ ጭማቂ ጨምቄ ወይም የብርቱካን ጭማቂ ወይ ደግሞ የአቮካዶ ወይ የማንጎ ያገኘሁት ነገር ጨምቄ መጠጣት ነው። ከዳቦ ቀብቼ ትንሽ ዳቦ ነው የምበላው ብዙም አልበላም። ማለቴ እራቴ መብላት ስላለብኝ ትንሽ ነው ቀብቼ የምበላ። ከጁስ ጋር ከጭማቂ ጋር ማለት ነው ከሆነ አይነት ከሆነ አይነት አትክልት የተሰራ ጭማቂ ማለት ነው። እንደዛ ነው የምወደው መክሰሴ ላይ ማለት ነው። እና መክሰሱም መብላት በጣም ነው የምወደው ሁሌ ሳልበላ መክሰሴ በቃ አልውልም ማለትም ይቻላል። ግን ይሄ የድሮ ያኗነኗር ሁኔታዬ ነበር። አሁን ይሄ ስድስት ወር ግን ተቀይሯል። ጭራሹኑ ማለት ነው እንዴት ነው? መክሰሴ ምንድነው አሁን ላይ የምበላው እንቁላልም የለም የተጠበሰ እንቁላልም የለም። ጭማቂ ምናምንም የለም። ምንድነው የማደርገው አሁን? አዎ ጭማቂ አለ አንዳንዴ የታሸገ እገዛለሁ ግን የታሸገ ጭማቂ ደስ አይለኝም። እቤት የተሰራ ቤት የሚጨመቅ አይነት ጭማቂ አለ አይደል በማሽን ተደርጎ እሱን አይነት ጭማቂ ነው። እኔ አብዛኛው ጊዜ የምወደው ግን አሁን ቤት ስላልሆንኩኝ የግድ የታሸገ መግዛት አለብኝ ማለት ነው። የታሸጉ ጭማቂዎች ምንድነው ችግራቸው? በጣም ስኳር ይበዛባቸዋል ደግሞ ቀጣን ማለቴ የሆነ ወፍራም አይደለም። ትንሽ ያ ለምሳሌ ፍራፍሬው ያሳንሱበታል ለዛ ነው የታሸገው የማልወደው ማለት ነው። አሁን ላይ አሁን ላይ የምበላው አይነት መክሰስ ምንድነው? ዳቦ የሆነ ነገር ቀብቼ ለምሳሌ ለውዝ ሊሆን ይችላል ማር ሊሆን ይችላል ወይም ጃም ምናምን ቀብቼ በጭማቂ ነው የምጠጣው ማለት ነው። አንዳንዴ ደግሞ ብዬ ዳቦ ዝም ብዬ ብስኩት የምበላበት ለመክሰስ ዝም ብዬ ብስኩት እበላለሁ። እና እንቁላል አሁን ላይ እዚህ መስራት ስለማይቻል ገቢ ውስጥ ዶርም ውስጥ እንቁላል መስራት ስለማንችል በቃ እንቁላል እያበላሁ አይደለም ማለት ነው። የተጠበሰ እንቁላል በዳቦ። እና የምወደው እሱ ነበር የተጠበሰ እንቁላል በዳቦ ግን እዚህ መስራት ስለማንችል። ዝም ብለን የተገኘው የተገኘውን ነገር ብስኩትም ሊሆን ይችላል። ኩኪስም አንዳንዴም ደግሞ ያ ቺፕስ ምናምንም ሊሆን ይችላል እንደዛ ነው መክሰስ የምበላ ማለት ነው። አሁን ዩኒቨርሲቲ ከገባው በኋላ ግን እኔ እውነቱን ለመናገር ይሄ ደስ አይልም። ብስኩት ይሻላል እንደውም ሌላ ነገር ከመብላት ይልቅ ብስኩት ከጭማቂ ጋር ብበላ ለመክሰሴ አሁን ላይ ይሻላል። ግን እሱን አይደለም የምወደው የምወደው የተጣበሰ ዳቦ በእንቁላል የተጠበሰ ዳቦ ነው የምወደው ሁሌ ማለት ነው

ጥያቄ ምንድነው የሚለው ቀትር ምን ትመገባለህ ነው ሚለው ቀትር ማለት? አሁን ስድስት ሰዓት ላይ ነው ያው የወሰድኩት ማለት ነው። ከስድስት እስከ ስምንት ባለው ሰዓት ውስጥ ምሳ ለምሳ ምንድነው የምትበላው ምናምን ነው ሚለው? አሁን ለምሳ ቀትር ላይ የምመገበው ምግብ ምንድነው? አብዛኛው ጊዜ አሁን ከበድ ያሉ ምግቦች ማለቴ ቀትር ስለሆነ በደንብ ይፈጫል ስንቀሳቀስ ስራ ስሰራ ምናምን ብዬ ስለማስብ ከበድ ያለው ደህና ማለት ይከብዳል የሚባሉት አይነት እንደ ፕሮቲን የመሳሰሉት ምግባዎች ነው የምበላ ማለት ነው። ጠዋትና ማታ አሁን ጠዋት የሆነ ከባድ ምግብ ብንበላ የሆነ ቀናችን ምሉም ራሱ ሊበላሽ ይችላል ብዬ አስባለሁ እኔ ጠዋት ቀለል ያለ ምግብ መብላት ነው የምፈልገው። ማታም እንደዛው ስትተኛ የሆነ የሚከብድ አይነት ምግብ ሆኖ መብላት አልፈልግም እና ቀትር ግን በቃ የሚከብድ ምግብ ቢሆንም ምንም አይመስለኝም ማለት ነው። ለምሳሌ ቀትር ላይ ምንድነው የምበላው? አንዳንዴ እንደ እንቁላል እንቁላል እበላለሁ ቀትር ላይ ማለት ነው። እንቁላል እንጀራ ምናምን እበላለሁ ከዛ ወይ ደግሞ ስጋ ስጋ በእንጀራ ምናምን እበላለሁ። አንዳንዴ ደግሞ ሽሮ ጾም ሲሆን ሽሮ ወይ ደግሞ ሰላጣ ወይ ደግሞ የአበባ ጎመን አንዳንዴ ደግሞ ድንች ምናምን የመሳሰሉት ምግቦች እባላለሁ ማለት ነው። ቀትር ግን ኢትዮጵያ ውስጥ ምን የተለመደ ነገር አለ? አሁን ለቁርስ እንጀራ አይበላም ነው የሚባለው ለቁርስ እንጀራ አይበላም ዳቦ ወይ ደግሞ ሀምባሻ ነገር ነው የሚበላው ነው። የሚባለው ለምሳ ደግሞ ሀምባሻ አይበላም እንጀራ ነው የሚበላው የሚባል አይነት እንትን አለ። እንደዛ የሚባል ነገር አለ ምክንያቱም አሁን ለምሳሌ ለቁርስ እንጀራ ከበላ አንድ ሰው ቁርሱን እንደበላ አይታሰብም ማለት ነው። ለምሳም የሆነ ሀምባሻ ነገር ከበላ አንድ ሰው ምሳውን ምሳውን እንደበላ አይታሰብም። በቃ እንዳልበላ ነው የሚቆጠረው ስለዚህ ለምሳ አብዛኛው ጊዜ ኢትዮጵያ ውስጥ ያለው ሰው እንጀራ ነው የሚበላ ማለት ነው። እኔም አብዛኛውን ጊዜ እንጀራ ነው የምበላው ቅድም እንዳልኩት እንጀራ በተለያየ አይነት ወጦች እበላለሁ ማለት ነው። እናም እኔ ግን የምወደው አይነት ምሳ ቀትር ላይ የምበላው አይነት ምግብ በጣም ምወደው ማለት ነው። በየአይነት ነው የጾም ነው ደስ የሚለኝ በየ አይነት የሚባል አለ። እና እንዴት ነው የሚሰራ? እንጀራ አለ ከዛ ወጡ ግን የተለያዩ አይነቶች በአንድ ላይ ሆነው ነው ምን ምን አሉ ምን ምን አሉት እዛ በየ አይነት የሚባለው ሽሮ አለው። ሰላጣ እንትን ክክ ምስር ምስር ወጥ ሩዝ ሌላ ሰላጣም ብያለሁ የአበባ ጎመንም ቆስጣም በቃ የተለያዩ ብዙ ነገሮች ከብዙ ነገሮች ብዙ ወጦች በአንድ ላይ ተደርጎ ነው ከአንድ እንጀራ ከሁለት እንጀራ ጋር የሚበላ ማለት ነው። እና ያን ነው ለምሳዬ ጾም ሲሆን ምሳ የምበላው ቀትር ላይ ቀትር ላይ የምበላው እሱን ነው ማለት ነው። ፍስክ ሲሆን ደግሞ ቀትር ላይ የምበላው ማለት ነው። ቅድም እንዳልኩት ቀይ ወጥ ቀይ ወጥ በ ከእርጎ ጋር ምናምን ተደርጎ ከእንቁላል ከእንቁላል ጋ ምናምን ተደርጎ እበላለሁ ማለት ነው። አንዳንዴ ደግሞ ደሮ ወጥ ይሰራል ደሮ ወጥ እንዴት ነው የሚሰራው? ዶሮው እንደ አሮስቶ ሳይሆን የሚሰራው የተጠበሰ ዶሮ ሳይሆን በበርበሬ ምናምን ነው የሚሰራው ኢትዮጵያ ውስጥ ማለት ነው አብዛኛው ጊዜ እንደዛ ነው የሚሰራው እና ዶሮ ሲሰራ ደግሞ ከነ እንቁላሉ እንቁላል ይደረግበታል ማለት ነው። አስራ ሁለት እንቁላል ምናምን ይደረግበታል አስራ ሁለት አጥንት አድል ያለው ዶሮ ሲወጣ ከዛ አስራ ሁለት እንቁላል ይገባበታል እና አንዳንዴ ደግሞ ምሳዬ ቀትር ላይ ማለት ነው እንጀራ በደሮ ወጥ እበላለሁ ማለት ነው። እና እርጎም ይደረግበታል በቃ እርጎ የማይቀር ነገር ነው አብዛኛው ጊዜ ቀይ ወጥ ምናምን ሲሰራ እርጎ ይደረግበታል ማለት ነው። አብዛኛው ጊዜ ግን አሁን ላይ እየበላሁት ያለሁት በቃ ከስድስት ወር በኋላ ማለት ነው ማለቴ በዚህ ስድስት ወሮች በጣም በተደጋጋሚ እየበላኋቸው ያለሁት ምግቦች ቀትር ላይ ምንድነው ከክ ነው? ክክ በእንጀራ ነው እየበላሁ ያለሁት ማለት ነው። እና ክክ አሪፍ ነው ለጤናም ግን ሲደጋገም ደግሞ ለጮጎራ ያጋልጣል ለጮጎራ ህመም ማለት ነው። እና ጤናችንም እየጠበቅን ምንበላው ነገር እያሰብን ብንበላ አሪፍ ነው። ምክንያቱም አንዳንዴ ለጤናችን አስጊ የሚሆኑ ምግቦች መተው ይኖርብናል ምክንያቱም በቃ ትንሽ ነገር ከመተው ይልቅ አንዳንዴ በጣም ትልቅ ነገር እናጠፋለን። አሁን ትንሽ አሁን ለምሳሌ በተደጋጋሚ አንድ አይነት ምግብ መብላት የለብንም ምክንያቱም በተደጋጋሚ አንድ አይነት ምግብ ማግኘት መብላት ከሌሎች ለምሳሌ ካርቦሃይድሬት ከሆነ ያ ምግብ ሌላ ፕሮቲን ዘይት እና እንትን እነዛ ማዕድን ምናምን ከየት እናገኛለን ማለት ነው። ስለዚህ እየቀያየርን መብላት አለብን እና ቀትር በአብዛኛው ጊዜ የምበላው። ሞግብ ምንድነው እኔ እንጀራ ሆኖ በተለያየ አይነት ወጦች

ጥያቄው ምንድነው የሚለው የምትወደው እንስሳ ምንድነው ነው የሚለው፤? እኔ የምወደው በጣም እንስሳ አንደኛ ማለት ነው ድመትን ነው የምወደው ድመት በጣም ነው የምወደው ማለት ነው። ለምሳሌ ድመቴ ሁሌ አቅፋታለሁ፤ እስማታለሁ፤ ከእኔ ጋር አብራ ነው የምትተኛው፤። አብራ ነው ከእኔ ጋር የምትበላ ማለቴ አብረን አንበላም የራሳችን ነው የምንበላው ግን በቃ አብረን እኔ ስበላ እሷም ትበላለች ነው። እና በቃ ድመቴ በጣም ነው የምወዳት ከሁሉም እስሳት በላይ የምወደው በመጀመሪያ ድመትን ነው ማለት ነው። ግን ከቤት እንስሳት ነው እንጂ ከአጠቃላይ አዎ ከአጠቃላይም ድመት ነው ግን ሌላም የምወደው አለ። እና ድመት ከልጅነቴ ጀምሮ እያቀፍኩ ማለቴ ከልጅነቴ ጀምሮ አብራኝ ያደገች ድመት ስላለች እሷን በጣም ነው የምወደው እና በአጠቃላይም ድመቶችን እንድወድ አድርጎናል። ምክንያቱም በቃ ዝም ብለው ስናያቸው በቃ እውነት ፍቅር ናቸው ብዬ አስባለሁ። ታማኝ ናቸው ደግሞ የሆነ አዥን ካዘንኩል ደስ ካለኝ ምናምን ራሱ ትረዳኛለች ብዬ አስባለሁ። በቃ ሁሌ ካዘንኩ ራሱ አንዳንዴ መጥታ እቅፍ ስትለኝ የሆነ ደስ የሚል ስሜት ይሰማኛል ማለት ነው። ሌላ ሌላ የምወዳው እንስሳ ደግሞ በሁለተኛ ከቤቴ እንስሳ ማለት ነው ውሻን ነው የምወደው። ውሻም አለኝ እና ውሻም በጣም ነው የምወደው ከድመት ቀጥላ ማለት ነው። እና ግን ሁለቱም አወዳድራቸው ቢባል ድመቴንና ውሻየን መወዳደር አልችልም ሁለቱንም በጣም ነው የምወጣቸው። በአጠቃላይ ነው የምለው እንጂ ከዛ ውሻየም ውሻየን በጣም ነው የምወዳው እሱም ታማኝ ነው በጣም የኔ ድመቶችና ውሾች በጣም ታማኝ ናቸው። የምር እኔ ውጪ ከወጣሁ ራሱ ቤት አይገቡም እኔ ስገባ ነው ወደ ውስጥ ራሱ የሚገቡት ማለት ነው። ማለቴ ግቢ ውስጥ ይቆዩና እኔ ከትምህርት ቤት ወይ ደግሞ ከስራ ምናምን ስመለስ ከእኔ ጋር ወደ ውስጥ ይገባሉ ማለት ነው። ሶስተኛ የምወዳው እንስሳ ደግሞ ከአጠቃላይ ማለት ነው ከአጠቃላይ ከድሩም ከቤትም እንስሳ በጣም የምወደው እንስሳ አንበሳ ነው። በቃ ማለቴ ለምን አንበሳ እንደምወድት ብዙ ምክንያት አለኝ የምወድበት አንበሳን ማለት ነው። ምክንያቱም አንደኛ የምወድበት በቃ የአንበሳ የሆነ አንበሳ ሲነሳ ጀግንነት ምናምን ስለሚነሳ በቃ ማለቴ የዱር እንስሳን ንጉስ ነው ተብሎ ስለሚታሰብ ለዛ ነው የምወደው ማለት ነው። ሌላ ምክንያት ሊኖር አይችልም ማለቴ አዎ በቃ አሁን እኔ ራሱ የሆነ ንግስት መሆን ስለምፈልግ እና አንበሳ ደግሞ የዱር እንስሰሳ ንጉስ ስለሆነ ለዛ ነው የምወደው። ደግሞ አሁን የሆነ ስራ አሪፍ ስራ ምናምን ከሰራ ወይ ደግሞ ከተሰራ ምናምን አብዛኛው ጊዜ ወላጆቼ ምንድነው የሚሉን አንበሳ ብለው ነው? የሚጠሩኝ ማለት ነው እና ለዛ ነው አምበሳ የምወደው ማለት ነው። ጭራሽ የቴሌግራም አካውንቴ ፕሮፋይል ምናምን ራሱ ድመት ድመት አንበሳና ውሻ ነው ያሉበት። ወይ ከቀየርኩት አንበሳን የማደርገው ከቀየርኩት ደግሞ ድመት ከቀየርኩት ደግሞ ውሻ የማደርገው ማለት ነው። በጣም ሶስቱን ነው እንስሶች በጣም የምወዳቸው ማለት ነው። ሌላ የምወደው እንስሳ ደግሞ የምወደው እንስሳ ነብር ነው። ነብር ደግሞ በጣም እወደዋለሁ ማለት ነው ምክንያቱም የሆነ ከአምበሳ ቀጥሎ በዱሩ ላይ በጣም የሚከበር ማለት የሚፈራ አይነት እንስሳ ነብር ስለሆነ ነብርም ደግሞ እወዳለሁ ማለት ነው። ሌላ የምወዳው እንስሳ ደግሞ አሁን ከቤት እንስሳ ከ የቤት እንስሳ ከሚባለው ሌላ የምወደው በግ ምናምን በጣም እወዳለሁ ማለቴ በግና ፍያል ማለት ነው በጣም ነው ደስ የሚለኝ። እኔ በቃ በአጠቃላይ ሁሉንም እንስሳ እወዳለሁ የምር እውነቱን ለመናገር ከሆነ ከእባብ ምናምን ውጪ ከእባብ ከእንሽላሊት ምናምን ውጪ ሁሉንም እንስሳ እወዳለሁ ማለት ይቻላል የምርም ማለት ነው። በቃ እኔ እንስሳትን በደንብ የምረዳ የምወድ አይነት ሰው ነኝ። ፈረስም እወዳለሁ ፈረስ በጣም ነው የምወደው እንደውም ረስቸው ነው እንጂ ፈረስ በጣም ነው የምወደው እንደውም ፈረስ የመጋለብ እድል አላገኘሁም እንጂ ፈረስ መጋለብ ምናምን ራሱ ደስ ይለኛል እና ፈረስን በጣም እወዳለሁ ማለት ነው፤። ሌላም የምወደው አህያም እወዳለሁ እውነቱን ለመናገር እንደውም ከፈረስ በላይ አህያን የምወደው ምክንያቱም አህያ ላይ አህያን በጣም የምወደው እንደውም ከሁሉም እንስሳቶች አህያን ነው የምወደው። ምክንያቱም አህያ በቤተክርስቲያናችን ውስጥ በቃ የትህትና የትህትና መገለጫ ነው ቤተክርስቲያን ውስጥ ማለት ነው። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ በአህያ አይደለ በሆሳና ጊዜ የሄደው ስለዚህ አህያ የትህትና ምልክት ስለሚያሳየን በቤተክርስቲያናችን ውስጥ እና ደግሞ ትልቅ ሚስጥርም የዛኔ ስለተሰራበት አህያ አህያን በጣም እወደዋለሁ ማለት ነው፤። በጣም ከሁሉም እንስሳት እንደውም አህያ ነው ከሁሉም የምወደው ማለት ነው። ምክንያቱም የትህትና ምልክት ትህትናን የሚገልጽ ስለሆነ ማለት ነው፤።

ጥያቄ ምንድነው የሚለው ወደ የትኛው ቦታ ተጉዘህ ታውቃለህ ነው የሚለው? እኔ ተጉዠ የማውቀው ቦታ ከመቀሌ ከመቀሌ ወደ ተለያዩ ቦታዎች ተጉዠ አውቃለሁ መጀመሪያ እኔ የተወለዱበት ቦታ ያደኩበት መቀሌ ነው። ከመቀሌ ግን ወደ ትግራይ ትግራይ አካባቢ ነው የሚገኘው ወደ የት ነጉዣለሁ አንደኛው ወደ አዲግራት የሚባል ቦታ ተጉዠ አውቃለሁ እሱ አባቴና እናቴ የተወለዱበት ማለት አባቴ የተወለደበት ቦታ ነው አዲግራት እና የአባቴን አባቴ የተወለደበትን ቦታ ለማየት ሄጄ አውቃለሁ አዲግራትን ማለት ነው። ሁለተኛ ደግሞ ተጉዠበት የማውቀው ቦታ አብረሃው አጽበሃው የሚባል ቦታ አለ እሱም ትግራይ ውስጥ ነው የሚገኘው እና እናቴ የተወለደችበት ቦታ ስለሆነ እሱንም ለማየት ሄጄ አውቃለሁ ወደዛ ቦታ ማለት ነው እና ሁለቱንም በጣም ደስ የሚሉ ቦታዎች ናቸው። በቃ በጣም ነው ደስ የሚለው ከአዲግራት ይልቅ ግን አብረሃ አፀብሀ የተሻለ ወድጄዋለሁ እዛም ገዳም አለ ገዳሙ እንኳን የማየት እድል አላገኘሁም ግን እዛ አካባቢ አካባቢ አይቼዋለሁ እና ከአዲግራት ይልቅ እሱን በጣም አሪፍ ሆኖ አግኝቼዋለሁ። ሶስተኛ ያየሁበት ያየሁበት ቦታ የተጓዝኩበት ቦታ የት ነው አብያት የሚባል ቦታ አለ ትግራይ ውስጥ ማለት ነው እሱ በስራ ምክንያት ለስራ ብዬ ነበር የሄድኩት እና እሱ ያው ቦታ በጣም አሪፍ ነው በጣም ማለት ነው። ትንሽ ከተማ ነች ከዛም ያ መንገድ ራሱ የሆነ አንዳንዱ የሆነ እንደ ተራራዎች አሉ ከዛ መንገዱ ራሱ የሆነ እንትን እንትን የበዛበት ነው ተራራማ የሆነ ውረድ ያለ መሬት ምናምን የበዛበት ነው ግን በጣም ነው ደስ የሚለው። እዛ ከተማው ስደርስ ከመቀሌ ወደዛ ለመሄድ አንድ ሶስት ሰዓት ምናምን ነው የሚፈጀው መሰለኝ አዎ ሁለት ሰዓት ወይም ምናምን ነው የሚፈጀው ከመቀሌ ወደ አብያ አዲ በመኪና ለመሄድ ማለት ነው። እና ያ ቦታ በጣም ነው ደስ የሚለው ደግሞ እዛ ላይ አትክልቶች አሉ አንዳንድ አትክልቶች እንደ ዘይቱን ምናምን የመሳሰሉት አሉ እንደ ቡርቱካን ምናምን ትንሽ ዋጋቸው ቀነስ ይላል ከመቀሌ ይልቅ እዛ ትንሽ ይቀንሳል ማለት ነው። እና ቦታው ክረምት ላይ ነበር የሄድኩት እና ዝናብ ሲዘንብ ምናምን እዛ ትክሎች አሉ አንዳንዱ በአብዛኞቹ በ እንትን ነው በ በአግሪካልቸር ማለት በእርሻ በማረስ ምናምን ነው የሚተዳደረው እና በጣም ነው ደስ የሚለው ዝናብ ዘንቦ ነበር ምናምን በጣም ነበር ደስ የሚል ጊዜ ያሳለፍኩት ማለት ነው። ሌላ የተጓዝኩበት ቦታ ደግሞ ከመቀሌ ወደ አዲስ አበባ ነው አዲስ አበባ ተጉዠበታለሁ እና አሁንም ያለሁት አዲስ አበባ ነው እና። ወደዚህም ተጉዣለሁ ሌላው የተጓዝኩበት ቦታ ደግሞ ምንድነው አዳማን ነው አዳማን ደግሞ የማየት አንዴ የማየት እድል አግኝቻለሁ። ሄጄ የመጎብኘት እድል አግኝቻለሁ እና ግን አንድ ቀን ነው እንደውም አዳማ ላይ ብዙም መቆየት እፈልግ ነበር ማለቴ ለአንድ ሳምንት ምናምን ቆይቼ በደንብ ከተማውን ብጎበኘው ደስ ይለኝ ነበር ምክንያቱም የሆነ ከልጅነት የልጅነት ህልሜም ነበር። ባህርዳር አዳማና ሀዋሳ መጎብኘት የልጅነት ህልሜ ነበር። ወደዛ ወደነዛ ቦታ ሄጄ መጓዝ የልጅነት ህልሜ ነበር እና አሁን እስካሁን እድልን ያላገኘሁት ባህር ዳርን የመጎብኘት ወደ ባህርዳር የመጓዝ እድልን አላገኘሁም ግን ወደ ሀውሳና ወደ አዳማ የመጓዝ እድልን አግኝቼ አውቃለሁ። እና አዳማ እንዳገኘኋት እንደጠበኳት አላገኘኋትም ማለቴ በጣም የሆነ ማለት በጣም ከተማ መስላኝ ነበር ማለት ከመቀሌ የምታምር ምናምን ነበር የመሰለችኝ መጀመሪያ ማለት ነው። ግን ብዙም ከመቀሌ አታምርም ግን በጣም ነው የምወዳት እንደዛም ሆና የሆነ ተክሎች ተክሎች ምናምን አሉ ደግሞ የአየር ሁኔታው ከመቀሌ ትንሽ ሞቅ ይላል አዳማ ግን ደስ ትላለች አዳማ ከተማው በጣም ነው ደስ የምትለው ማለት ነው እና ወደ አዳማም ተጉዤ አውቃለሁ። ሌላ ተጉዤ የማውቀውበት ቦታ ደግሞ ሀዋሳን ነው ሀዋሳ ላይ ወደ ሀዋሳም ተጉዤ አውቃለሁ አስራ ሁለት አመቴ ያለው ሄጄ የመሄድ እድልን አግኝቼ ነበርና ሄጄ አውቃለሁና በጣም ነው እሷም ደስ የምትለው ማለት ነው የሆነ ተክሎች የበዛባት ናት ከመቀሌ ይልቅ ትንሽ ሀዋሳ ታምራለች ብዬ አስባለሁ ምክንያቱም በቃ ብዙ ተክሎች አሉ የተክሎቹ ነገር ነው እኔ እንደወዳት ያደረገኝ ሀዋሳ ማለት ነው ደግሞ ብዙ ሀይቆች ምናምን ስላሏት ሀዋሳን ትንሽ ከመቀሌ ይልቅ ወድጃት ነበር ማለት ነው። ሌላ የተጓዝኩበት ቦታ ደግሞ አፋርን ነው አፋርን ደግሞ አንዴ የሚሄድ እድል አግኝቼ ነበር ግን አፋር በጣም ሙቀት ነው በጣም ማለት ነው ሙቀቱ ከአርባ ዲግሪ ሴንቲግሬድ በላይ ነው የሚደርሰው። እና እዛ እዛ አንዴ የመሄድ እድል አግኝቻለሁ ማለት ነው። ግን በደንብ ብዙም አልጎበኘሁትም በቃ ማየት ማየትን ብቻ ነው ያየሁት እንጂ ብዙም አልጎበኘሁትም

ጥያቄው ምንድነው የሚለው ወደ ሴሪያ ወደ ስራ እኖት ትሄዳለህ ነው የሚለው? ግን ጥያቄው ተሳስተዋል ብዬ አስባለሁ ምክንያቱም ወደ ስራ እንወት አይባልም እሞት ሳይሆን እንዴት ነው የሚሆነው ማለት ነው። እኔ ወደ ስራ እንዴት ነው የምሄደው በመኪና ነው የምሄደው አብዛኛው ጊዜ በታክሲ ነው የምሄደው። በራሴ መኪና ሳይሆን ታክስ ጠብቄ በራይት ወይ ደግሞ በታክሲ ነው አብዛኛው ጊዜ የምሄደው ወደ ስራ ማለት ነው። ግን አብዛኛው ጊዜ በታክሲ ነው ከራይድ ይልቅ በታክሲ ነው የምሄደው ማለት ነው። ምክንያቱም ራይድ ትንሽ ዋጋው ወደድ ይላል አሁን ራይድ ከሆነ አንድ ሰዓት ምናምን ተጉዜ አምስት መቶ ብር ምናምን ልከፍል እችላለሁ። በታክሲ ግን አንድ ሰዓት ተውዬ መቶ ብር ነው ማክሲም በቃ ከፍተኛ የሚባል መቶ ብር ነው የምከፍለው እንጂ ከዛ በላይ አልከፍልም በታክሲ ከሆነ ማለት ነው። ለዛም ከእንትን ይልቅ ከራይድ ይልቅ መኪናን ነው ታክሲን ነው የምመርጠው ማለት ነው። የራሴ መኪና የለኝም ወደ ስራ ስሄድ በራሴ መኪና አልሄድም የራሴ መኪና የለኝም ግን በቅርቡ ይኖረኛል ብዬ አስባለሁ ከሁለት አመት በኋላ አቅጃለሁ ለመግዛት ማለት ነው። እና እስከዛው ግን በታክሲ የሚሄድ ይመስለኛል ወደ ስራ ማለት ነው ሁሌ በታክሲ ነው የምሄደው ማለት ነው። አንዳንዴ ደግሞ ባሳ አገኛለው ማለቴ ጠዋት ሳይሆን ከሰአት መሄድ ከሆነ ሰባት ሰዓት እስከ ስምንት ሰዓት ምናምን ባለው ሰዓት አንዳንዴ በባስ ማለት ነው የመንግስት ባሶች አሉ እና ዋጋቸው የመንግስት ባሶች ከሆኑ በጣም ነው እንትን የሚረክሱት ዋጋቸው ርካሽ ነው በጣም ማለት ነው። አሁን በታክሲ ሃምሳ ብር የምከፍል ከሆነ በባስኩክ ከሄድኩ ሃያ አምስት ብር ነው የምከፍለው ማለት ነው። እና በባስ አንዳንዴ አልፎ አልፎ ሳገኛቸው እንደ አቃጣሚ እሄዳለሁ ማለት ነው። ግን አብዛኛው ጊዜ አላገኛቸውም አሁን ጠዋት እኔ ያ ባስ የመንግስቲው ባስ ያለው ከሁለት ሰዓት እስከ ሁለት እኩል አካባቢ ነው የሚቆመው ማለት ነው። ሁለት እኩል ይነሳል አንዳንዴ ግን እኔ ሃያ ጉዳይ ለሶስት ምናምን የምወጣበት ሰዓት ስላለ ማለቴ ሶስት ሰዓት ነው የስራችን መግቢያ ማለት ነው መውጫ ደግሞ ስድስት ተኩል ምናምን ለምሳሌ እንወጣለን ከዛ በኋላ ደግሞ ማታ አስራ አንድ ተኩል አንድ ሰዓት ምናምን እንወጣለን ማለት ነው። ለዛውም አሁን ሃያ ጉዳይ ምናምን ከወጣሁ ለሶስት አላገኛቸውም ያ ባስ ማለት ነው አንዳንዴ ራሱ ሁለት ተኩል ደርሼ ሰዎችን ሞልቶ ምናምን ይቆያሉ ስለዚህ እኔ በታክሲ እሄዳለሁ ማለት ነው። ምክንያቱም ታክሲም ያን ያህል ወዳ አይደለም ማለቴ አዎ በእጥፍ ይጨምራል በታክሲ ከሆነ ግን አማርጬ የለም ምንም ማድረግ ስለማልችል በታክሲ ነው የሚሄደው ማለት ነው። አንዳንዴ በጣም ሲረፍትብኝ ከታክሲ ወርጄ አንዳንዴ ማለት ነው ከታክሲ ወርጄ ትንሽ የእግር ጉዞ አለው የእግር መንገድ አለው ወደ ስራችን ማለት ነው። እና አንዳንዴ በጣም ከረፈደብኝ ሰዓቱ ለስራ መሄድ ሰዓት ከረፈደብኝ ብቻ ነው ራይድ የምጠቀመው ምክንያቱም ያቺ በእግሬ የምሄድባት ጊዜ በራይድ ከሄድኩኝ ቶሎ ለመድረስ ብዬ ማለት ነው እና አብዛኛው ጊዜ የምጠቀመው እኔ ታክሲ ነው። አንዳንዴ አልፎ አልፎ ደግሞ ባስ እጠቀማለሁ አንዳንዴ አልፎ አልፎ ደግሞ ራይድ እጠቀማለሁ ማለት ነው። እና በታክሲ መሄድ አሪፍ ነው ብዬ አስባለሁ ከ ከሶስት ይልቅ ከባስ ከታክሲ እና ከራይድ ይልቅ ታክሲ ይሻላል ብዬ አስባለሁ። እነዛ የከተማ ሚኒባስ ያሉት እነዛ እነሱን ማለት ነው እና ሌላ ምንድነው? አሁን ራይድ ከስራ ከስራ ስመለስ ደግሞ አብዛኛው ጊዜ ከታክሲ ይልቅ ራይድ ብትጠቀም ደስ ይለኛል ማለቴ ውድ ሆኖ ነው እንጂ ምክንያቱም አንዳንድ እቃዎች ምናምን ይዤ የምመጣ ከሆነ እቃው ታክሲ ውስጥ ስለማይመቸኝ ወይ ደግሞ ባስ ውስጥ ስለማይመቸኝ በራይድ አንዳንዴ እመለሳለሁ ማለት ነው። እና እንትን ታክሲ ግን ምንድነው ችግሩን? አሁን ታክሲ ውስጥ ወይ ደግሞ ባስ ውስጥ ምንድነው ችግሩ? ከራይድ እንትን ታክሲ ውስጥ አሁን የሆነ ሽታ ምናምን ቢሸት ማለቴ በቃ አሁን አንድ ታክሲ ውስጥ አስራ ሁለት ሰው አስራ ሶስት ሰው ምናምን ነው በአንድ ላይ የሚሄደው ማለት ነው ታክሲ ውስጥ እና አሳ ሶስት ሰው አንዳንዴ የሆነ ሽታ ይሸተሃል አንዳንዴ ደግሞ በጣም ቦታው ይጠበባል በጣም ነው የሚሞቀው ምናምን ማለት ነው። እና አንዳንዴም ጭቅጭቅ ሊያጋጥም ይችላል አሁን የመስኮቱ የታክሲው መስኮት አለ አይደል እሱንም አንድ ሰው ይከፈት ይላል አንድ ሰው ደግሞ አይ መከፈት የለበትም ብርድ ነው ይዘጋ ይላል በቃ በእንደዛ አይነት ራሱ ጭቅጭቅ ምናምን ያጋጥማል ማለት ነው። ታክሲ ውስጥ እና በቃ የመን ታክሲ በታክሲ መሄድ አሪፍ አይደለም ግን አማርጬ የለም ምክንያቱም ያው በየቀኑ አንድ ሺህ ማለቴም መሄጃ መመለሻ በላይት ከሆነ አምስት መቶ መሄጃ መመለሻ ደግሞ አምስት መቶ ስለሆነ አንድ ሺህ ማለት በወር እስከ ሰላሳ ሺህ ነው እና ይሄን ያህል ለታክሲ ማውጣት ትክክል ስላልሆነ ነው እንጂ አማራጭ ስለማጣ ነው። ታክሲ የሚሄደው እንጂ የመር በታክሲ የሚሄድ አሪፍ አይደለም እና እኔ ወደ ስራ መሄዱ በታክሲ ነው ታክሲ ነው የምጠቀመው ማለት ነው

ጥያቄው ምንድነው የሚለው፤ "ምን አይነት ጫማ ትወዳለህ?" ነው የሚለው። እኔ የምወደው አይነት ጫማ እንዴት ነው ድፍን አይነት ጫማ ነው አብዛኛው ጊዜ የምወደው ማለት ነው። ምክንያቱም ድፍን ጫማ ሳደርግ በቃ ይመቸኛል ለመሄድ የሆነ ወደሆነ ቦታ ምናምን ለመሄድ ይመቸኛ ይመቸኛል ማለት ነው። እንደ ሂል ጫማ ማለት ሹል ጫማ አለ አደል እንደሱ አሁን እሱ ከሆ እሱ ካረኩ ምንድነው እግሬ ያመኛል የሆነ ቦታ ለመሄድ ምናምን እግሬ በጣም ያመኛል። ደግሞ የእግር መንገድ መንገድ ያለው ቦታ ከሆነ የእግር መንገድ ያለው ታክሲ የማይገባበት ወይም የእግር መንገድ ያለው ምናምን ሲሆን ሽር ጫማ ሳረግ በጣም እግሬ ያመኛል ማለት ነው። ለዛም እኔ አብዛኛው ጊዜ የማደርገውና የምወደው ጫማ ድፍን ጫማ ነው። የሆነ እንደ ሲኒከር አይነት ሆኖ በቃ ድፍን ጫማ ማረግ ሁሌ ደስ ይለኛል ማለት ነው። እንደውም አብዛኛው ጊዜ ድፍን ጫማ ሲኒከር ጫማ ነው የማደርገው ማለት ነው። ምክንያቱም አሁን ድፍን ጫማ ከሆነ ወይም ሲኒከር ጫማ ማለቴ እገር እግሬም የሆነ ሩቅ መንገድም ብሄድ ራሱ እግሬ አያመኝም። ማለቴ እንደ ሹል ጫማ ሹል ጫማ እኮ በቃ ትንሽ መንገድ ሄደን ራሱ እግራችን ያመናል አይደል ሲኒከር ሲሆን ወይ ደግሞ ዝም ብሎ ድፍን ጫማ ሲሆን ግን እግራችን አያመንም ማለት ነው፤ እና ደግሞ አንዳንዴ ደግሞ ስራ ላይ ስንሆን አሁን የምንሰራው አይነት ቦታ የምንሰራው አይነት ቦታ ይለያያል አንዳንዱ ማለት ነው አሁን ለምሳሌ ስራችን አሁን እንደ ኮንስትራክሽን አይነት የግንባታ አይነት ስራ ሲሆን ዝም ብለን ሹል ጫማ ምናምን አድርገን መሄድ አንችልም፤ እና ሹል ጫማ ወደዛ አርገን ስንሄድ ምንድነው የሚፈጠረው በቃ መስራት አንችልም በቃ ዝም ብለን ቁጭ ብለን ወይ የሚሰሩትን ነው የምናየው እንጂ መስራት በራሳችን አንችልም ማለት ነው። እንደውም አሁን የሆነ ልብስ ቤት ምናምን ሲሆን ግን የልብስ መሸጫ ቦታ ምናምን ሲሆን አሁን ለምሳሌ እኔ ልብስ ቤት የልብስ መሸጫ ቦታ ነው የምሰራው እና አሁን ወደዛ ግን ሹል ጫማም ይሄዳል። የምር "እንዴት ነው የሚሆነው?" አሁን የሀበሻ ልብስ ነው የሚሸጠው ቤታችን ማለት ነው፤ እና ምንድነው የማደርገው የሀበሻ ልብስ እለብስና ቀሚስ ምናምን የሀበሻ ልብስ ቀሚስ እለብስና እንደውም ከዛ ጋር ድፍን ጫማ አይሄድም። ከዛ አንዳንዴ ሹል ጫማ አደርጋለው ማለት ነው፤ ግን ምንድነው ችግሩ ሹል ጫማ ሳደርግ እንትን ይሆንብኛል እግሬ ያመኛል ማለቴ ወደዛ ወደዛ ስንቀሳቀስ ምናምን እግሬ ስለሚያመኝ በቃ ምንም አይመቸኝም። ደስአይለኝም አንዳንዴ እዛውም ቀይሬ የሆነ የሆነ ጫማ አደርጋለሁ። የሆነ ክፍት ክፍት ጫማ አይነት አለ አይደል ቤት የሚደረገው ዝም ብሎ ነጠላ ጫማ እዛ ውስጥ እዛ ስራው ውስጥ እቀይረዋለሁ ማለት ነው፤ እና ብዙም እኔ ሹል ጫማ አይነት አይመቸኝም። በቃ እንደውም አንዳንዴ ሹል ጫማ ላለ ላለማድረግ ስል ልብሴን የምቀይርበት ጊዜ አለ። አሁን አንዳንድ ልብሶች ከድፍን ጫማ አይሆንም ለምሳሌ ቀሚስ ከድፍን ጫማ አይሆንም። ከሹል ጫማ አይነት ወይ ደግሞ ከክፍት አይነት ጫማ ምናምን ነው የሚሄደው አይደል የሆነ ክፍት ሆኖ ትንሽ ረዘም ያሉ ሂል አይነት የሆነ ጫማ ነው የሚሄደው የሆነ ቀሚስ ምናምን የምትለብስ ከሆነ ማለት ነው፤ እና አንዳንዴ ቀሚስ ለመልበስ አስብና ከዛ ምን አይነት ጫማ እንደማደርግ ሳስበው የሆነ ሂል ማድረግ አለብኝ ወይ ደግሞ ሹል ሚን ምንለው ማለት ነው፤ እና በቃ ሃሳቤን እቀይራለሁ። ከዛ ያ ልብስ ቀሚስ ለመልበስ ያሰብኩትን ቀይሬ ሌላ ሱሪ ነገር ከድፍን ጫማ የሚሄድ አይነት ልብስ እለብሳለሁ ማለት ነው። በቃ እስከዚህ ነው እኔ ድፍን ጫማ የምወደው ማለት ነው። ምክንያቱም ድፍን ጫማ ምንም የተለየ ነገር እኮ የለውም፤ ግን በቃ ስለሚመቸኝ ነው፤ ወደ ፈለኩበት ቦታ ሄጄ አይደለምኝም። ቶሎ እግሬ አያመኝም ማለት ነው። አሁን በቃ አንዳንድ ቦታ እኮ ራሱ ማለቴ ሌላ ሀገር አላውቅም፤ ኢትዮጵያ ግን አብዛኞቹ ቦታዎች ምንም ያህል አስፓልት ወይ የተሰሩ ቢሆኑም ራሱ ለምሳሌ ኮሮኮንቺ ምናምን አለ መንገድ እዛ አሁን ሂል ጫማ ደግሞ ሹል ጫማ ተደርጎ መሄድ ማለት በቃ አስቡት እንግዲህ በጣም ነው ከባድ ማለት ነው አሁን ያ ጫማው ራሱ እኮ ሊሰበር ይችላል ያ ሹሉ የሆነ ሂል ያለ እንትኑ ሊሰበርም ይችላል፣ ደግሞም እግሬ መሰበሩስ ይሰበር እሺ ችግር የለውም ግን እግሬ በጣም ነው የሚያመኝ ማለት ነው። ትንሽ መንገድ ተጉዤ ያመኛል ማለት ነው፤ እና ለዛውም ብዬ በቃ እኔ የሚመቸኝ አብዛኛው ጊዜ የማደርገውም ራሱ የሆነ ድፍን ጫማ ሆኖ ድፍን ጫማ በቃ እንደ ስኒከር አይነት ነው የማደርገው ማለት ነው። ከዛ ደግሞ ድፍን ጫማ ስለማረግ በቃ ከእሱ ጋር ሚሄድ ልብስ ነው የምለብሰው ማለት ነው። እንደ ሱሪ ከሱሪና ከቲሸርት ጋር ማለት ነው፤ አንዳንዴ በቃ ከቀሚሱም ጋር ራሱ ድፍን ጫማ የማደርግበት ሰዓት አለ፤ በቃ የሆነ ዝቅ ያለ ድፍን ጫማ ማደርግበት ጊዜ አለ። በቃ ምንም አማርጭ የለም ምክንያቱም የሆነ የሚመቸኝ አይነት ጫማ ስለሆነ ለዛ ነው እሱን የምወደው ማለት ነው። በቃ እኔ የሚመቸኝ ጫማ ይሆን ብቻ እንጂ

ጥያቄ ምንድነው የሚለው ማሰላሰል ታደርጋለህ ወይ ነው የሚለው? ማሰላሰል ማለት የሆነ በተመስጦ ሆነህ የሆነ ነገር ማሰብ ስለ አንድ ነገር በደንብ ማሰብ ማለት ነው ማሰላሰል ማለት ማለት ነው ለምሳሌ አንድ ነገር አንድ ነገር ከተፈጠረ እሱም ከላይ ላዩን ብቻ ማየት ሳይሆን ከውስጡን ማየት ነው ማሰላሰል የሚባለው ማለት ነው። እና አዎ እኔም ማሰላሰል አደርጋለሁ እንዴት ነው የማደርገው አሁን ለምሳሌ አንዳንድ አንዳንድ ጊዜ ዝም ብለህ ዝም ብዬ የማደርጋቸው ነገሮች አሉ ግን እነሱን ዝም ብዬ የማደርጋቸው ነገሮች ማለቴ ለህይወቴ በጣም አስፈላጊ ነገሮች ከሆኑ በቃ ዝም ብዬ አድርጊያቸው ራሱ አስባቸዋለሁ እና ትክክል መሆኔና አለመሆኔን አረጋግጣለሁ ማለት ነው። ግን ካረኩት በኋላ ከሆነ በቃ እንደውም አንዳንዱ ትክክል ከሆነ ደስ ይላል ግን አንዳንዴ የሰራሁት ስራ ትክክል ካልሆነ ግን የሆነ ለጸጸት ነው ሚዳርገው ማሰላሰል ማለት ነው ከሰራነው በኋላ ከሆነ ያ ነገርየው ማለት ነው። አሁን የሆነ ነገር ውሳኔ ከመወሰናችን በፊት ምናምን የምናሰላስል ከሆነ ግን በቃ የተሻለ ውሳኔ ውሳኔ እንድንወስን ያደርገናል ማለት ነው። ለምሳሌ ለምሳሌ አሁን እኔ የሆነ ዲፓርትመንት መማር ከፈለኩኝ የትምህርት ማለት ነው ለምሳሌ እኔ ሶፍትዌር ይሻለኛል ወይ ሜዲስን ምናምን ብል ህክምና መማር ይሻለኛል ወይስ ሶፍትዌር ብዬ ባስብ መጀመሪያ ዝም ብዬ አሁን የሆነ ሰው አይ ህክምና ብትማሪ ይሻላል ምናምን ካለኝ ሌላ ሰው ደግሞ መጥቶ መጀመሪያ ያ ህክምና ብትማር ይሻላል ሲለኝ አይ በቃ እንደውም እውነትን ነው። ህክምና ብማር ይሻላል ምናምን ብዬ መግባት ወደ ህክምና ህክምና መማር ሳይሆን ወይ ደግሞ አንድ ሰው አይ ሶፍትዌር ይሻልሻል ምናምን ሲለኝ ሶፍትዌር መማር ሳይሆን በራሳችን ሁለቱንም የሁለቱንም ማለት መጀመሪያ የምንፈልገው ምንድነው? እኔ የምፈልገው ምናምን ብለን በራሳችን ማሰላሰል ማድረግ አለብን ማለት ነው። እንደውም እኔ ያጋጠመኝም እንደዚህ አይነት ሁኔታ ነበር። ማለቴ የሆነ ሰው መጥቶ ምን ይለኛል? አንቺ እኮ በጣም ጎበዝ ነሽ ጎበዝ ተማሪ ነሽ ስለዚህ ህክምና ነው መማር ያለብሽ። ምክንያቱም ጎበዝ ተማሪዎች አብዛኛው ጊዜ ሀገራችን ውስጥ ሜዲሰን ወይ ደግሞ ወይ ደግሞ ህክምና የሚባለው የትምህርት ዲፓርትመንት ነው የሚገቡት እና አንቺ በጣም ጎበስ እኮ ነሽ ለምንድነው ሶፍትዌር የምትገቢው ጅል ነሽ እንዴ? ሜዲሲን ህክምና ተማሪ ምናምን ይለኛል። ሌላው ሰው ደግሞ መጥቶም አንቺ እኮ ማትስ በጣም ጎበዝ ነሽ ማትስ ደግሞ ሶፍትዌር ደግሞ ማትስ አለው እንደማንቺ ጥናት ላይ እኮ እንትን ደከም ትያለሽ እኔ ማጥናት አልወድም ዝም ብሎ የሚነበብ ነገር አልወድም ዝም ብዬ ማርኬ ነው አሪፍ የማመጣው ፈተና ምናምን አሪፍ ነው የማመጣው የሚጠናውን ነገርም ማለት ነው። ግን እንደዛም ሆኖ ግን ዝም ብየ ዝም ብዬ ዝም ብዬ ብዙ አይነት ንባብ ሲሆን ደስ አይለኝም እና አንቺ እኮ ማቲስ ነው ከሁሉም ትምህርት ማቲስ እና ፊዚክስ ነሽ ጎበዝ ስለዚህ ሶፍትዌር ነው መግባት ያለብሽ ሶፍትዌር ዲስክሬት ማትማቲክ ስላለው ሶፍትዌር ብትገቢ ይሻልሻል ይለኛል ሌላ ሰው ማለት ነው። እና እንደዛ አጋጥሞኝ ነበር ከዛም ምንድነው ያረኩት? በቃ ሁሉም ሰው ማለቴ ሁሉም ሰው ያሰበውን ነገር ሲለኝ እኔ ለመውሰው ምንድነው ያደረኩት የዛኔ ማሰላሰል ነው ያደረኩት ማለት ነው። ማሰላሰል ጀመርኩ በራሴ ምንድነው? ሚሻልን ቆይ እኔ አሁን ብማረው ለቀጣይ ህይወቴ ውጤታማ የሚያደርገኝ ምን አይነት ምን አይነት ዲፓርትመንት ነው ምናምን ብዬ በራሴ ማሰላሰል ጀመርኩ ማለት ነው። እና ማሰላሰል ስንል ደግሞ ብዙ ነገሮች ከግምት ውስጥ እናስገባለን ማለት ነው። ለምሳሌ ምን ምን እናስገባለን? ለምሳሌ አሁን ከግምት ውስጥ የምናስገባው አንደኛው ነገር አሁን ዲፓርትመንቱ ላይ መምረጡ ላይ ማለት ነው። ምንድነው ከግምት ውስጥ የምናስገባው አንደኛ እኔ ምንድነው የምፈልገው? ቆይ እኔ ምን አይነት የት ምህርት ፊልድ ብማር ነው። ውጤታማ የምሆነው እና ደስ ብሎኝ የምሰራው ምን አይነት የትምህርት ፊልድ ነው ምናምን ብለን ማሰብ ማለት ነው። መጀመሪያ የምንፈልገው ነገር መሆን አለበት የምንማረው ዲፓርትመንት ማለት ነው። ከዛ በቀጣይ ደግሞ ተምረን መስራት ሀገራችን ውስጥ ወይም ደግሞ ሌላ ቦታ ላይ መስራት እንችላለን ወይ የተማርነው ተግባር ላይ ማዋል እንችላለን ወይ የሚለው? ጥያቄ ለራሳችን መመለስ ይገባናል ማለት ነው። እና እሱንም ማሰላሰል ላይ ነው የሚካተተው ማለት ነው። የማሰላሰል እንትኖች ናቸው እነዚህ ማለት ነው ተግባራት ናቸው ከዛ በኋላ ደግሞ ምንድነው የምናደርገው? ይሄ ለራሴና ለሌላ ሰው መርዳት እችልበታለሁ ወይ ብለን ደግሞ መጨረሻ ላይ ማሰብ ይኖርብናል ማለት ነው። ይሄ ሁሉ ሶስቱን የምናደርገው በምንድነው በማሰላሰል ነው። ማሰላሰል የምንለው ሁሉንም ነገር ከግምት ውስጥ አስገብተን የሆነ ውሳኔ ላይ ለኛም ለሌላ ሰውም ሊተርፍ ሊያተርፍ የሚችል ነገር ውጤታዊ ውጤታማ የምንሆንበት ነገር ላይ መድረስ ማለት ነው የምንሆንበት ውሳኔ ላይ መድረስ ማለት ነው። ማሰላሰል እንግዲህ እንደዚህ

ጥያቄ ምንድነው የሚለው ፎቶ ማንሳት ትወዳለህ ወይ ነው የሚለው? ፎቶ ማንሳት ለሌላ ሰው አወ ወዳለሁ ለራሴ ፎቶ ማንሳት ግን አልወድም ማለት ነው። አሁን ሌላ ሰው ፎታንሺ ምናምን ሲለኝ በቃ እንዴት አድርጌ እንደማነሳው በጣም አሪፍ አድርጌ ነው ሌላ ሰውን ማነሳው ፎቶ ማለት ነው። ለራሴ ማንሳት ፎቶ ግን ብዙም ጎበዝ አይደለሁም ማለተ ደስ አይለኝም ነው ጎበዝ አይደለሁም ሳይሆን ራሴ ሰልፊ ማለት ራሴን ለራሴ ማንሳት ፎቶ በስልኬ ወይ ደግሞ በሌላ ነገር አድርጌ ማንሳት በጣም ሚደብረኝ የምርም ማለት ነው። በቃ ፎቶ መነሳት ራሱ ሌላ ሰው ፎቶ መነሳት ትፈልጋለሽ ወይ ምናምን ብሎ ሲጠይቀኝ አይ አልፈልግም ምናምን ነው ምለው ማለት ነው ደስ አይለኝም ፎቶ መነሳት ማለት ነው። በቃ ማለቴ ጥቅሙን በደንብ ሊታየኝ አልቻለም አሁን ፎቶ ተነሻ ተነሳው ምናምን ምናምን ማረ ማለት አሁን ላይ ጥቁሙ እየታየኝ አይደለም። ምክንያቱም በቃ እኔ የሆነ ማሳካት የምፈልገው አለም አለና አሁን ላይ በቃ ተዋብኩ ቆንጆ ሆንኩኝ ፎቶ ተነሳሁ ምናምን እያልኩ ጊዜዬን ማቃጠል ስለማልፈልግ መሰለኝ። ማለቴ እኔ የሆነ ቦታ ላይ መድረስ እፈልጋለሁ እዛ ቦታ ላይ ለመድረስ ደግሞ አሁን ላይ በደንብ መስራት አለብኝ ጠንክሬ ምናምን ማለት ነው። ስለዚህ ለዛ የዛኔ ለዛም በጣ አሁን ላይ በደንብ እየሰራሁ ስለሆነ ነው ለዛ ጊዜም የለኝም። ፎቶ ለመነሳት ቆንጆ በቃ ውበቴ ብቻ ለመጠበቅ እየሰራሁ አዎ የስራው እኮ መሰረታዊ የግል ንጽህናዬ ልብሶቼ ምናምን አጸዳለሁ የት ላይ ልብሶችን እለብሳለሁ ምናምን ማለት ነው። ግን ያን ያህል አብዛኞቹ ሴቶች እንደውም በእኔ እድሜ ላይ ያሉት የሚያደርጉት ነገር አላደርግም እኔ ማለት ነው አሁን አብዛኞቹ ሴቶች በኔ እድሜ ላይ ያሉት ምንድነው ማያደርጉት? በቃ በቃ ቆንጆ የሆነና ወይ ቦሳል ምናምን ሄዶ በቃ ፀጉራቸው ይሰራሉ ሜካፕ ምናምን ያደርጋሉ ከዛ ፎቶ መነሳት ነው ስራቸው ማለት ነው። ወይም ፎቶ ተነስቶ ምናምን ሶሻል ሚዲያ ላይ ወይም መልቀቅ ምናምን ነው ስራቸው አብዛኞቹ አብዛኞቹ ማለት ነው። እኔ ግን በቃ እንደዛ አይነት ሰው አይደለሁም ማለቴ በቃ አሁን ላይ እንደዛ ፎቶ ተነስቼ ተውቤ ቆንጆ ሆኜ ምናምን። ላኩ ከዛስ ህልሜ አላማ አይስማን ያሳካልኛል አሁን እንደዛ ባደረግ አላማዬ በኋላ ማን ያሳክልኛል ብዬ ስለማስብ መጀመሪያ አላማዬን አሳካና የምፈልገው ቦታ ላይ ስደርስ እንደዛ አደርጋለሁ የሚል አቋም ነው ያለኝ ማለት ነው። እና እኔ ፎቶ ማንሳት ለሰዎች እወዳለሁ አሁን ቆይቶኞቼ ምናምን ፎቶ አንሺ ምናምን ሲሉን እንደውም አብረን እንነሳ ነው የሚሉት እነሱ ማለት ነው እኔ ግን አብሬያቸው ራሱን መነሳት አልፈልግም። ምክንያቱም ማለቴ አንዳንዴ አንዳንዴ እንዴት ነው አሁን እነሱ ሜካፕ አድርገው ፀጉራቸው ተሰጥተው ምናምን እነ ደግሞ ዝም ብዬ የማይረባር ልብስ ረብሼ ፊቴ ሜካፕ ሳላደርግ ምናምን ፀጉሬ ሳልሰራ ከእነሱ ጋር መነሳት ይደብራል ይሄ ምርም ማለት ነው። እና አብዛኛው ጊዜ አልነሳም ምናምን ነው የምላቸው ማለት ነው። እነሱን ግን ፎቶ አነሳቸዋለሁ ግን ጓደኞቼ እነዚህ እንዲህ የሚያደርጉ ትናንሾች ናቸው። አብዛኞቹ ጋር ደግሞቼ እንደኔ ናቸው የሆነ አለማ ላይ የሆነ ቦታ ላይ መድረስ የምፈልግበት ቦታ አለ። ከዛ ወደዛ ቦታ ለመድረስ እንደኔ ነው የሚያደርጉት አብዛኛው ጊዜያቸውን ራሳቸው ላይ ማስዋብ ፎቶ በመነሳት ምናምን ሳይሆን የሚያሳልፉት በማጥናት ቀጣይ አለማቸውን ሊያሳካ የሚችል ነገር በማድረግ ነው የሚያሳልፉት ማለት ነው። እና አንዳንዴ አብረን እንነሳለን አዎ ከጓደኞቼ ጋር እኮ አብረን አንዳንዴ ፎቶ እንነሳለን ግን ሁሌ የመነሳት ልምዱ የለንም። በቃ ሁሌ በየቀኑ ምናምን አንነሳም አሁን ፎቶ ማለት ነው እና እኔ ለሌላ ሰው እንደውም አሪፍ ፎቶ ነው የማነሳው የሚገርመው ነገር በስልክ ምናምን ካሜራ ተጠቅሜ አላውቅም። ምክንያቱም ብዙ ጊዜ ካሜራ ሚጠቀም ሰውም የለም አገራችን ውስጥ ማለት ነው። ፎቶ የፎቶ ቤት ካልሆነ በስተቀር አብዛኛው ሰው በስልክ ነው ፎቶ የሚነሳው ማለት ነው። እና በስልኬ ሰዎች አንሽን አንሽን ምናምን ሲሉኝ ጓደኞቼም ሊሆኑ ይችላሉ ሌሎች ሰዎች እንዳነሳቸው ሲጠይቁኝ ፎቶ ማንሳት ደስ ይለኛል አነሳለሁ ማለት ነው። እንደውም እኔ የሆነ አንዳንዴ ዝም ብዬ ጨረቃ ምናምን ራሱ ምሽት ስወጣ ደስ ይለኝ ምናምን ጨረቃው ከረጅም ርቀት ምናምን ስለሚታይ በጣም ነው ደስ የሚለኝ እሱን ፎቶ ማንሳት ማለት ነው። ፎቶ እኔ ለሌላ ሰው እና ለሌላ ነገሮች ለተፈጥራዊ ነገሮችን ያሉ ነገሮችን ማንሳት ደስ ይለኛል። ራሴ ፎቶ ሰልፊ ምናምን የሚለው ነገር ማንሳት ግን ለራሴ ፎቶ ማንሳት ግን ደስ አይለኝም ማለት ነው። ግን ሌላ ነገር አሁን ተራራ ምናምን አሁን ብዙ ቦታዎች የመጎብኘት እድል አጋጥሞኝ ያውቃል በስራ ምክንያት አንዳንዴ ደግሞ ዝም ብዬ ይበቃል ራሴን ለማሳደስ ምናምን ስፈልግ የተለያዩ ቦታዎችን እጎበኛለሁ እና የምጎበኛቸው ቦታዎች ፎቶ አነሳለሁ እኔ ማለት ነው። እና ይሄን ነገር የማድረግ ልምዱ አለኝ ሌላ ለራሴ ነው የማላነሳው እንጂ እና ወዳለሁ

ጥያቄ ምንድነው የሚለው የድርጅቱን ባህል ትወደዋለህ ነው የሚለው የድርጅቱን ባህል አዌ እኔ እወደዋለሁ ምክንያቱም ድርጅታችን የድርጅቱን ባህል ያወጣነው ራሳችን ነን ስራተኞች ምናምን ተሰብስበን የምንመራበት ህግና ደንብ ያወጣነው ራሱ እኛ ራሳችንን እና የድርጅቴን ባህል በጣም ነው የምወደው ማለት ነው ምክንያቱም በቃ አንድ አንድ ሰራተኛ እንዳይደብረው ማለቴ ቅር የሚያሰኝ ነገር አይደረግም ብዬ አስባለሁ አብዛኛችን አብዛኞቻችን ሰራተኞች ያማከለ ህግ ነው ያለው አሁን ለምሳሌ አንድ አንድ ህግ ህግ ስለሆነ ብቻ የምናደርገው ነገር አለ አይደል በቃ ህግ ስለሆነ ነው እንጂ ስለሆነብን ነው እንጂ በእውነተኛ ህይወታችን ላይ ማን አትግብረው ነገር አለ አይደል እንደዛ አይነት ህግ የለም ድርጅታችን ውስጥ ማለት ነው እንደውም ምንድነው የምናደርገው የሆነ ህግ ካልተመቸን ማለቴ አብዛኞቻችን ካልተመቸን ምንድነው የምናደርገው እንሰባሰብና ህጉን እንዲቀየር ምናምን እንጠይቃለን በስነ ስርዓት ማለት ነው ከዛ ይቀየራል ማለት ነው እናም በቃ ሁላችንም ተሰብስበን ምናምን የራሳችንን ህግ በራሳችን ነው የምናወጣ ማለት ነው ስራተኞች በሙሉ ተሰብስበን ማለት ነው እና የድርጅቱን ባህል ባህል በጣም ነው የምወደው ማለት ነው። ሌላ ባህል ምን አለ የድርጅቱ በዓል አሁን በዓል ምናምን ሲመጣ ማለት ነው በዓል ሲመጣ አብረን የማክበር ማለቴ ቀኑን ያቺ የባል ቀን ሳይሆን አሁን ለምሳሌ በዓል እሁድ ከሆነ እሁድ ከቤተሰቦቻችን ምናምን ጋር ነው የምናከብረው ከዛ ሰኞ ወይም ማክሰኞ ወደ ስራ የምንገባ ከሆነ የዛኔ ወይሰኞ ወይም ማክሰኞ አብረን በዓሉን እናከብራለን እዛ መስሪያ ቤት ላይ ወይ ደግሞ ድርጅቱ ላይ ተሰባስበን በዓሉን እናከብራለን አብረን ማለት ነው ሌላ ነገር ምንድነው ያለው የስራ ባህል ማለት ነው የድርጅቱ ባህል መተጋገዝ ነው አሁን ለምሳሌ መተጋገዝ ስል ለምሳሌ የሆነ ሰው የሆነ ችግር ምናምን ካጋጠመው ሁላችንም ለዛ ሰው እናግዘዋለን ማለት ነው ለምሳሌ እኔ የሆነች ችግር ቢያጋጠመኝ ራሱ እነሱ የስራ ባልደረቦቼ ምናምን በድርጅቱ የመተጋገዝ ባህል አለ ያግዙኛል ማለት ነው እና የመተጋገዝ ባህል አለ እና እሱም ይሄ ባህልም እወደዋለሁ ማለት ነው። ሌላ የደጅት ባህል ምንድነው እቁብ የሚባል አለ ባህላዊ ገንዘብ የምናስቀምጥበት መንገድ ነው እንደ ባንክ አይነት ሆኖ ባህላዊ ነው እንዴት ነው እቁብ የሚባለው አሁን የወርደሞዛችን ለምሳሌ አስር ሺህ ቢሆን ሁለት ሁለት ሺህ በወር ሁላችንም እናስቀምጣለን ማለት ነው እና አንድ እቁብ የሚሰበስብ ሰው አለ እሱን ይዘዋል ማለት ነው እና በእጣ ነው በእጣ አሁን ለምሳሌ የተሰበሰበው እቁብ ለምሳሌ በሁለት ሺህ አስር ሰው ለምሳሌ አስር ሰራተኛ ካለ የአስሩ ሰራተኛ ስንት ነው የሚሆነው ሃያ ሺህ ማለት ነው ሃያ ሺህ ከዛ በእጣ ከሃያ ሰራተኛ ከአስር ሰራተኛ በእጣ አንዱ ይደርሰውና አንዱ ወስዶ ይጠቀምበታል ከዛ ግን ሁሉም እስከሚደርሰው ድረስ እጣው ያ እቁብ መከፈል አለበት ማለት ነው እንደዚህ አይነት ባህል አሁን አለ ገንዘብ እቁብ የእቁብ ባህል ማለት ነው ሌላ ምን አይነት ባህል አለ የእድር ባህል ድርጅቱ ላይ ማለት ነው ድርጅቱ ዘመናዊ ነው ግን እንደ በድሮ ባህልም የነበሩት ነገሮችም ወደ ከዘመናዊ ጋር በማስተሳሰር እንጠቀምባታለን ማለት ነው ድርጅታችን ውስጥ ማለት ነው ከዛ ስለዚህ ሌላ ያልኩት ደግሞ እድር ነው ያልኩት እድር ምንድነው የሚደረገው ገንዘብ ምናምን ሰው ያለው ነገር ያዋጣና ከዛ አንዳንድ እቃዎች ምናምን ይገዛል ለምሳሌ እንደ ወንበር ምናምን ያሉትን ማለት ነው ከዛ ለምሳሌ አንድ ሰው ለምሳሌ የሆነ ዝግጅት ምናምን ካለው ለምሳሌ ሰርግ ካለው ምናምን ያ እቃ ያ ወንበር ድንኳን መስሪያ ነገር ምናምን ይወስዳል ማለት ነው ከተገዛው እቃ ማለት ነው እና ይሄን ይሄን ነገር የድርጅቱን ባህል በጣም ነው የምወደው ማለት ነው በቃ ከሁሉም በላይ ግን በጣም እኔ የሚስበኝ የድርጅቱን ባህል ምንድነው የመተጋገዝ ባህልን ነው ምክንያቱም የመተጋገዝ ባህል ከሌለ አንድ ሰው ሰው መሆኑን እየረሳነው ማለት ነው በቃ እኛ ሰው መሆናችንን ሰው መሆናችንን የምንገልጥበት የመተጋገዝ ባህላችን ነው ስለዚህ የድርጅቱን ባህል ደግሞ አንደኛው ነገር መተጋገዝ በጣም ጎልቶ ይታያል በድርጅቱ ውስጥ ማለት ነው መተጋገዝ በጣም አለ በቃ በስራም ይሁን በሌላ ጉዳይም ይሁን በቃ መተጋገዝ አለ ስለዚህ የድርጅቱን ባህል መተጋገዝ ስላለበት ሌላው ቢቀር ራሱ መተጋገዝ ብቻ ስላለበት በጣም ነው የምወደው ማለት ነው እና የድርጅቱን ባህል በጣም እወደዋለሁ

ጥያቄ ምንድነው የሚለው የአካል ብቃት እንቅስቃሴ ታደርጋለህ ወይ ነው የሚለው? እኔ አዎ የአካል ብቃት እንቅስቃሴ አደርጋለሁ ማለት ነው። ሁሌ ጠዋት ጠዋት ተነስቼ ምንድነው የማደርገው? ጠዋት ተነስቼ ግማሽ ሰዓት ያህል የአካል ብቃት ቅስቀሴ ነው የማደርገው ማለት ነው። ከሻወር ሻወር ከመውሰዴ በፊት ጠዋት እነሳና ተነስቼ ምንድነው የማደርገው? ትንሽ እሮጣለሁ ትንሽ ገመድ እዘላለሁ አንዳንዴ ደግሞ ፑል አፕ ፑል አፕ ፑሻፕ ምናምን የመሳሰሉት አይነት እንቅስቃሴዎች አደርጋለሁ ማለት ነው። ጅም ቤት ምናምን አልሄድም። ቤቴ ባለው መሳሪያ በቃ ዝም ብዬ በቤቴ ካለመሳርያም ይሆን የሆነ የአካል ብቃት እንቅስቃሴ አደርጋለሁ ማለት ነው። እንደ ሩጫ ገመድ መዝለል ምናምን እንዳልኩት ማለት ነው። እንደውም ሁሌ እንደዛ ሳደርግ ጥሩ መንፈስ ነው የሚሰማኝ ማለቴ። በቃ አንዳንዴ ከጠዋት ከእንቅልፋችን ስንነሳ ጫን ጫን ይለናል አይደል የሆነ ይጫጫናናል አይደል ከዛ ምንድነው የምናደርገው? የሆነ ስራ ምናምን ለመስራት እምቢ ሊለን ራሱ ይችላል ስለዚህ። እምቢ ከሚለን ስራ መስራት አንዳንዴ እኮ እንቅልፍ እንቅልፍ ነው የሚለኝ። ከእንቅልፋችን ስንነሳ እንቅልፍ እንቅልፍ ይለናል በቃ ድክም ነገር ይለናል እንደዛ ከሆነ ግን የሆነ ስፖርት ምናምን ስንሰራ ግን የስራ ወደ ስራ የመሄድ መንፈሳችንም ራሱ ያናቃቃል ብዬ አስባለሁ። እና ለዛው እኔ ሁሌ ጠዋት ጠዋት ተነስቼ የአካል ብቃት እንቅስቃሴ አደርጋለሁ ማለት ነው። አንዳንዴም ዮጓም አደርጋለሁ የሆነ ዮጓ ተመስጦ ነገር እሰራለሁ ማለት ነው። የአካል ብቃት እንቅስቃሴ ደግሞ ማድረግ ጠዋት ጠዋት ማድረግ ማለት ነው። በየትኛውም ሰዓት አሁን ማታ የሚፈልግም ማታ ማድረግ ይችላል ግን የተሻለ የሚሆነው ጠዋት ቢሆን ነው። የአካል ብቃት እንቅስቃሴ ማለት ነው። አሁን ጠዋት ጠዋት የአካል ብቃት እንቅስቃሴ ስናደርግ ደግሞ ምን ምን ጥቅሞች እናገኛለን? አሁን የልብ ድካም ምናምን የመሳሰሉት ነገሮች። የደም ብዛት ከመጠን በላይ ያለፈው ውፍራት ምናምን ይሄ አይነት ችግር እንዳያጋጥመን ይረዳናል ማለት ነው። ደግሞም አሁን የአካል ብቃት እንቅስቃሴ ስናደርግ ደግሞ አንዴ እንቅልፍ ደግሞ በጣም እንድንተኛ ያደርግናል። አሁን ለምሳሌ እኔ እንደው መጀመሪያ የጀመርኩት የአካል ብቃት እንቅስቃሴ እንቅልፍ እምቢ ይለኝ ነበር። ማለቴ አንዳንዴ ስጨነቅ እኔ እንቅልፍ መተኛት አልችልም እና። ሆን ብዬ በጣም ስፖርት የአካል ብቃት እንቅስቃሴ ጠዋት ጠዋት መስራት ጀመርኩ ሆም ብዬ ማለት ነው። ለምንድነው እኔ እንደውም የጀመርኩት? በደንብ እንቅስቃሴ የአካል ብቃት እንቅስቃሴ ሳደርግ ይደክመኛል ከዛ ማታ ቢጨንቀኝም የሆነ የሆነ የሚያስጨንቀኝ ነገር ቢኖር ራሱ እንቅልፌ ይመጣል ብዬ ነው ማለት ነው። እና በጣም ነው የሰራልኝ እንደዛ ሳደርግ በቃ ማታ በትክክል ነው እንቅልፍ የምተኛው ማለት ነው። ሌላ ደግሞ የአካል ብቃት እንቅስቃሴ ስናደርግ ደግሞ ከሰውነታችን የሆነ ወፍራሞች ምናምን ከነበርን ራሱ ለምሳሌ የሆነ ኮሌስትሮል ምናምን የሚበዛበት ምግብ በልተን ይሆን ወይ ደግሞ በቃ የተሰበሰበ የሆነም የተሰበሰበው ውፍረት ፋት ነገ ካለን እሱን ነገር እንድንቀንስ ያደርገናል ማለት ነው። እና ደግሞ የአካል ብቃት እንቅስቃሴ ስናደርግ ደግሞ አሁን ለምሳሌ የምግብ የምግብ የመብላት ፍላጎታቸው የተዘጋ ሰዎች ምናምን አለ አይደል እንደውም እኔ የሆነ ሰዓት ላይ አጋጥሞኝ ነበር። ከመጠን በላይ ስንጨነቅ ምግብ የመብላት ፍላጎቶች ፍላጎታችን ወይ በጣም ይቀንሳል ወይ ደግሞ በጣም ነው የሚጨምረው። እና እኔ የሆነ ሰዓት ላይ በጣም እጨነቅ ነበር እና የምግብ ፍላጎቴ የመብላት ፍላጎቴ ማለት ነው በጣም ቀንሰው ነበር አፕታይቴ በጣም ተዘግቶ ነበር እና። ያ ስፖርች የአካል ብቃት እንቅስቃሴ ሲጀምር ግን ምንድነው የተፈጠረው? ምግብ በደንብ እንድበላ ረቶኛል እና አሁን የዛኔ በጣም ቀጫጫ ሆኜ ነበር። ከዛ ስፖርት ስጀምር የአካል ብቃት እንቅስቃሴ ጠዋት ጠዋት ስጀምር ግን ምግብም መብላት ጀመርኩኝ ጀመርኩኝ። ደግሞ እንቅልፍንም ደግሞ በትክክል አጉዋውን መተኛት ምናምን ስጀምር የሆነ መወፈር ጀመርኩ ማለት ነው። እንደውም ሰውው ገረሞታል። አንቺ ምንድነው? የአካል ብቃት እንቅስቃሴ እኮ ከውፍረት ውፍረትን ይቀንሳል እንጂ። እንዴት ውፍረት ይጨምራል እንዴ? ምናምን አለኝ ምክንያቱም እኔ ትንሽ ወፎርኩ ማለት ነው። የአካል ብቃት እንቅስቃሴ ከጀመርኩ ምክንያቱም የወፎርኩበት ምክንያት ደግሞ ምግብ አልበላም ነበር የአካል ብቃት እንቅስቃሴ መስራት ስጀምር ግን ምግብ መብላት ጀመርኩ ማለት ነው። እና ደግሞ በቂ እንቅልፉን መተኛት ጀመርኩ ከዛ በፊት አልተኛም ነበር ከዛ በፊትም ደግሞ ውሃ ብዙም አልጠጣም ነበር። የአካል ብቃት እንቅስቃሴ ከጀመርኩ በኋላ ግን ያ እንቅስቃሴ ሳደርግ ካደረኩ በኋላ ውሃ በጣም ነው የሚጠማኝ እና ውሃም በቂ ውሃም መጠጣት ጀመርኩ ማለት ነው። እና የአካል ብቃት እንቅስቃሴ በጣም ጥቅም አለው እና ጥቅሙ ስለተረዳው የአካል ብቃት እንቅስቃሴ አደርጋለሁ ማለት ነው። ሁሌ

ጥያቄው ምንድንነው የሚለው የምታስታውሰው ጥሩ መምህር አለ ወይ ነው የሚለው? አዎ እኔ የማስታውሰው ጥሩ መምህር አለ። ይሄ ደግሞ ከመጀመሪያው ስጀምሲሲ ስጀምር ማለት ነው። ከመዋእለ ህፃናት አንድ መዋእለ ህፃናት ሁለት መዋእለ ህፃናት ሶስት እየተማርኩኝ እያለሁ። መዋእለ ህፃናት ሶስት ያስተማረችኝ አንድ መምህር ነበረች ስሟ ሚስ የማር ነው የሚባለው። እና በጣም መምህር የማር ነው የሚባለው በጣም ነበር የምወዳት ማለት ነው። የማርነው ስሟም የምርም ይገልጻታል ስሟ ከግ ከምትሰራው ስራ ጋር በጣም በደንብ ነው የሚገልጻት ስራዋ በቃ ማር ነው። በቃ እንደ ማር ነው የምትጣፍጠው የምር በጣም መልካም ሴት ነበረች ያቺ መምህራችን ማለት ነው። እና ሚስ የማር ነው የምትባለው ማለት ነው የማር ማለት። ማር ነው በቃ ያ የሚጣፍጠው ማር ያለ ከዛ ሁሌ የሆነ ጥፋት ሳጠፋ ራሱ በቃ መክራኝ ምናምን ነው ማለቴ አትቆጣም ነገር አትማታም ምናምን ማለት ነው። ሌሎች አስተማሪዎች አሁን የዛኔ የሚያስተምሩን የሆነ ጥፋት በ ካጠፋን በቃ እጃችን በበትሪ በበትር ምናምን አድርገው ይመቱን ነበር ማለት ነው። እሷ ግን ጥፋት ካጠፋን ራሱ አትመታንም በቃ መክራ ምናምን ነው የምትሰደን የምትለቀን ማለት ነው። እና ደግሞ የሆነ የሆነ ጥያቄ ምናምን ስንመልስ ደግሞ ሽልማት ታዘ ታመጣለች እና ከዛ የመለሰው ብቻ ነው የምሸልመው ምናምን ትላለች። ከዛ ባንመልስ ራሱ ግን እኔ ሁሌ እመልስ ነበር ጎበዝ ተማሪ ነበርኩኝ ግን ባንመልስ የማይመልሱትን ራሱ ቾኮሌት ምናምን ትሰጠን ነበር ማለት ነው። አስተማሪዋ እና በቃ ማታዳላ ለሁሉም ተማሪ አንድ አይን የምታይ አይነት መምህር ነበረች ማለት ነው ሚስ የማርን ማለት ነው እሷ በጣም ነው የምወዳት በጣም ነው የማስታውሳት። ሌላ ደግሞ የማስታውሰው መምህር የማስታወሳት መምህር አራተኛ ክፍል ኢንግሊዥ መምህራችን የነበረች መምህር ነው የማስታውሳት ማለት ነው እሷ ደግሞ በጣም ነበር የምወዳት ማለት ነው። በጣም እኔ የምወዳቸው ነው አሁን የምጠቅሰው እንጂ የማልወዳቸው አልጠቅስም እና በጣም ነበር የምወዳት ያቺ መምህር በቃ የምታስተምረን አይነት ትምህርት እንግሊዥ ራሱ በጣም እንድወድ አድርጋኛለች ከዛ በፊት እንግሊዥ ብዙም ጎበዝ አልነበርኩም። ያቺ መምህር ግን በጣም ስለምወዳት ለመምህሯ ብዬ ጭራሽ አጠና ነበር ለትም ትምህርቱን አጠናው ነበር የቤት ስራውም ሁሌ እስራ ነበር ፈተናዬም አሪፍ ነበር የማመጣው ማለት ነው። እና በጣም ነበር የምወዳት እንደ እናቴ በሏት ደስ ነው የምትለኝ ደስ ነበር የምትለኝ መምህሯ ማለት ነው። ከዛ በኋላ የማስታወሳት መምህር ደግሞ ዘጠነኛ ክፍል እያለሁ ሂሳብ መምህራችን የነበረች መምህር ማለት ነው እሷ ደግሞ ሚስ ፍሬወይን ነው የምትባለው አይደለም መምህርት ፍሬውይን ነው የምትባለው። እና ሂሳብ በጣም ነው የምወደው እኔ ሂሳብ ትምህርት ማለት ነው እና በቃ የምታስረዳን ሂሳብ አይነት ትምህርት ነበር የምታስተምረን የምታስረዳን እኛ የምታስረዳበት መንገድ በጣም ትልቅ ነበር ማለቴ በደንብ አድርጋ ነበር የምታስረዳን ማለት ነው። እና እሷም መምህር ደግሞ በጣም ነው የምወዳት ማለት ነው። ሌላ ሌላ የምወደው መምህር ደግሞ አስራ አንደኛ ክፍል ሂሳብ መምህራችን የነበረው ማለት ነው እሱም እሱም መምህራችን በጣም ጎበዝ መምህር ነበር። ያ ትምህርቱ እስ እንዲገባን አድርጎ ነበር የሚያስረዳን ማለት ነው ቀለል ያለ መንገድ አሁን መጽሐፉ ከባድ ከባድ ቢሆን ራሱ ቀለል አድርጎ ነበር የሚያስረዳን። እንደውም ሁሌ እኔ የሆነ ጥያቄ ምናምን ስመልስ ወይ ደግሞ የሆነ የ ክፍል ክፍል ውስጥ የሚሰራ ስራ ምናምን ሲሰጠን መጀመሪያ ክላስ ውስጥ እኔ ነበር እኔ ነበርኩኝ ጨርሼ የማሳርመው ማለት ነው እና ሁሌ ለማሳረም ምናምን ስሄድ ምንድንነው የሚለኝ? አንቺ ሶፍትዌር ነው መማር ያለብሽ ሂሳብ ጎበዝ ስለነበርኩ ሶፍትዌር ነው መማር ያለብሽ ምናምን ነበር የሚለኝ እንደውም እሱ እሱ እንትን ያደረገኝ ምክር የሰጠኝ እንደ ሀሳብ አሁን ላይ ዩኒቨርሲቲ ገብቼ ራሱ ሶፍትዌር ነው መማር የምፈልገው ማለት ነው እና እሱን በጣም ነው የምወደው በጣም ነው የማስታውሰው ማለት ነው። ሌላ የም የምወደውና የማስታወስ መምህር ደግሞ አስራ አስራ ሁለተኛ ክፍል እያለን የነበረች መምህር ሂሳብ መምህራችን ናት እሷም ሙስሊም ነበረች እና በቃ መልኳ በጣም ቆንጆ ናት። የምታስረዳ እኛ የምታስረዳበት ሂሳብ ትምህርት ደግሞ የተለየ ነው ደግሞ በጣም በደንብ ነው የምታስረዳን። ከዛ ግን እኔ በጣም የምወድላት የየመምህሯ ነገ የማስታወሰው ደግሞ ምንድንነው ከባድ ጥያቄ ነው የምታወጣው ለፈተና ማለት ነው። እና እሱን ነገር በደንብ ማለቴ ከ ዝም ብዬ አጥንቼ ከመመለስ ይልቅ በደንብ እንዳጠናውም ረድቶኛል ብዬ አስባለሁ እና ለፈተና በጣም እንደረዳኝ ይሰማኛል ለማትሪክ አስራ ሁለተኛ ፈተና በጣም ረድቶኛል ብዬ አስባለሁ። እና እሷን መምህር በጣም ነው የማስታውሳትም በጣም ነበር የምወዳትም ማለት ነው። እና የምወዳቸው የማስታውሳቸው መምህራኖች ብዙ ናቸው እነዚህ ከጥቂቶቹ

ጥያቄው ምንድነው ሚለው ባህላዊ ልብስ ትለብሳለህ ወይ ነው የሚለው? አዎ እኔ ባህላዊ ልብስ እለብሳለሁ የኢትዮጵያ ባህላዊ ልብስ ማለት ነው። የኢትዮጵያ ባህላዊ ልብስ እንዴት ነው? በሽመና ማለት ከጥጥ የሚሰራ ስራ ከጥጥ የሚሰራ ሆኖ በጥጥ ነው የሚሰራው ከዛ ይሸመናል ከዛ በኋላ ይሰፋል። ተሰፍቶ ልብስ ሰፊ ቤት ማለት ነው ከዛ ጥልፍ ምናምን ይጠለፍበታል ማለት ነው። እና እኔ እሱን ልብስ እለብሳለሁ እንደውም ግዴታዬ ነው እኔማ መልበሱን ባህላዊ ልብስ የኢትዮጵያ መልበስ ግዴታዬ ነው። ምክንያቱም ምንድነው? ምክንያቱም ወላጆቼ የባህላዊ ልብስ መሸጫ ቤት አላቸው እና የግድ ነው። እኔ መልበስ አሁን እንትን አድል የሚባለው የሆነ የራስህን ነገር በራስህ ማስተዋወቅ መቻል ያስፈልጋል። እና እኔ እንደዚህ አይነት ልብስ እለብሳለሁ የቤታችን እንደ ማስታወቂያ ለመስራት ማለት ነው። እና ልብሱን የባህላዊ ልብስ እንደ ዙሪያ እንደ ጥልፍ ምናምን ለብሼ ከዛ ፀጉሬንም ደግሞ በባህላዊ መንገድ እሰራውና ሽሩባ እሰራዋለሁ የሆነ ጋም ጋም ጋሚ ምናምን የሚባል አይነት ሽሩባ አለ። እና ጋም የሚባል ሽርባ ተሰርቼ ምናምን ያ ባህላዊ ልብስ ለብሼ አንዳንዴ የቤታችን ማስታወቂያ የምሰራው እኔ ነኝ ማለት ነው። እንደውም የባህላ የኛ የባህላዊ ልብስ መሸጫ ቤት እኔ የባህላዊ ልብስ ለብሼ ፀጉሬ ተሰርቼ ምናምን እሱ ምስል ነው ያለበት ማለት ነው። የታፔላው የባህላዊ ልብስ መሸጫ ቤት ነው ቤታችን ማለት ነው። እና እኔ በቃ የግድ ነው መልበሴ የግድ ነው። እና የኛ የባህላዊ ልብስ መሸጫ ቤት የት ነው የሚገኘው? ትግራይ ላይ ሆኖ መቀሌ የሚባል ቦታ አለ ማለት ነው የትግራይ ዋና ከተማ የሆነች መቀሌ ማለት ነው። እሱ እዛ ነው የምንሸጠው የልብስ ቤታችን እዛ ነው ማለት ነው። እና ባህላዊ ልብስ እኔ በጣም ነው መልበስ የምወደው እና አብዛኛው ጊዜ ጥልፍ ምናምን የሚለብሱት ትግራይ ነው ትግራይ አካባቢ ያሉት ነው ጥልፍ የሚለብሱት ማለት ነው። ሌላ አካባቢ አሁን ይለበሳል ኢትዮጵያ ውስጥ አሁን የሀበሻ ልብስ ይለበሳል ግን በአብዛኛው ጥልፍ ከሆነ የሚለብሱት ትግራይ ውስጥ ያሉት ትግራውያን የሆኑ ሰዎች ነው የሚለብሱት ማለት ነው። እና እኔ ደግሞ ትግራዊቲ ነኝ። እና ልብስ ጥልፍ ሆኖ የባህላዊ ልብስ እለብሳለሁ ማለት ነው። ሌላ ደግሞ ባህላዊ ልብስ የምለብሰው ምንድነው? አሁን የሀረር ኢትዮጵያዊት አይደለው የሀረር ምናምን አሁን ይለያያል የሀረር አሁን አለባበሳቸው በጣም ነው ደስ የሚለኝ እኔ ማለት ነው። እና በህዳር ሃያ ዘጠኝ የብሄር ብሄረሰቦች ቀን ተብሎ ኢትዮጵያ ውስጥ ይከበራል እና የፈለገነውን አይነት የፈለግነውን አይነት ቢሄድ ዘጠኝ ቢሄድ ነበር አሁን አይ ቲንክ ሳስበው አስራ አንድ ሆኗል መሰለኝ እርግጠኛ አይደለሁም እና የዘጠኝ ወይም የአስራ አንድ ክልሎች ያኗኗር ማለት የባህል ልብስ ምናምን ለብሰን በሃያ ዘጠኝ ህዳር ሃያ ዘጠኝ እናከብራለን ማለት ነው። እና እኔ እኔ የምለብሰው አብዛኛው ጊዜ የትግራይ ነው የምለብሰው ምክንያቱም እኔ ከትግራይ ክልል ስለሆንኩ የትግራይ ልብስ ጥልፍ ነው የምለብሰው አብዛኛው ጊዜ ማለት ነው። እና ሽሩባም ቅድም እንዳልኩት ጋም የሚባል ሽሩባ እሰራለሁ ማለት ነው። ከዛ አንዳንዴ ደግሞ ምንድነው? የምሎብሰው የራያ ልብስም ሚባል አለ ራያ ሚባል ቦታ አለ ትግራይ ውስጥ እና እነሱ የሚለብሱት ደግሞ እንደ ጥልፍ አይነት ሆኖ ትንሽ ለየት ይላል ከጥልፍ ከጥጥ ማለት ነው። እና እሱንም አንዳንዴ እለብሳለሁ እንደውም እሱ አሁን አሁን በጣም እየተስፋፋ ነው። ድሮ ብዙም ደስ አይታወቅም ነበር አሁን አሁን ግን በጣም ብዙ በጣም እየተስፋፋ ነው ትግራይ አካባቢ ላይም እዚህ አዲስ አበባ አካባቢ ማለት ነው። እና ሌላ ሌላ ደግሞ አንዳንዴ ደግሞ ምንድነው? የምለብሰው የሀረርን የሀረርን አለባበሳቸው በጣም ስለምወደው የብሄር ብሄረሰቦች ቀን ሲሆን የሀረርም ልብስ እለብሳለሁ ማለት ነው። እና በቃ የሀረር ልብስ እንዴት ነው እንደ እንትን ነው የሚባለው እንደ ቢጃማ አይነት ሆኖ ግን በቃ የሚሰራው ስሙ አላውቀውም እንደ ሳሪ አይነት እንደ ሂንዶቹ ሳሪ አይነት ነው። ያ ልብሶ ልብሶቻቸው ከዛ ብዙ ጌጣጌጦች ደግሞ ያደርጋሉ ማለት ነው እና ፀጉሬንም እንደነሱ አይነት ተሰርቼ ያ እነሱ የሚያደርጉትን ጌጣጌጥ ምናምን አርጌ ህዳር ሃያ ዘጠኝን አከብራለሁ ማለት ነው። በቃ እኔ የሀረርን ልብስ አለባበስ ደስ ይለኛል ማለት ነው። አንዳንዴ ደግሞ የሶማልም ለብሼ አቃለሁ የሶማልም የ ወላይታም ምናምን እለብሳለሁ ማለት ነው። እና እኔ በጣም ነው ደስ የሚለኝ አንዳንዴ የጋምቤላም ለብሼ አውቃለሁ። እንድለብስ የሆነ ማለት በትምህርት ቤታችን በእጣ ደረሰንና የጋምቤላ አንዴ ለብሼ አቃለሁ እና ባህላዊ ልብስ እለብሳለሁ። እኔ መቼ ነው በጣም የምለብሰው ግን ህዳር ሃያ ዘጠኝ ሲሆን የብሄር ብሄረሰቦች ቀን ላይ ሲከበር ኢትዮጵያ ውስጥ የዛኔ ነው። የመልበስ እድል የማገኘው ማለት ነው

ጥያቄ ምንድንነው የሚለው መዋኘት ትችላለህ ወይ ነው የሚለው? መዋኘት እኔ ብዙም አልችልም ማለቴ ያው ከልጅነቴ ጀምሮ የመዋኘት እድል አላገኘሁም። እና እኔ አሁን ላይ በቃ ብዙም የምችል አይመስለኝም ማለቴ እስካሁን ሞክሬ አላውቅም። ዋኝቼ አላውቅም ግን ከአሁን በኋላ ትንሽ ለመለማመድ ምናምን አስቤያለሁ። ብዙም ከስራዬ ጋር ስለማያስፈልገኝ ነው እንጂ የሚያስፈልገኝ ብቢሆን ኖሮ ድሮ ነበር ይሄኔ ተለማምጄ ምናምን በነበርኩኝ ኖሮ ማለት ነው። እና እኔ በቃ ከልጅነቴ ጀምሮ አሁን እናቴ እንደዛ አይነት ነገር አትፈቅድም ማለቴ የሆነ መዋኘት ልለማመድ ምናምን ብላት በቃ እሺ ስለማትለኝ ዝም ብዬ ሳል መዋኘት እየተለማመድኩ አላደኩም ማለት ነው። እና እንደውም ሌላ ነገርም የምፈልገው ነበር ለምሳሌ እኔ ሰርከስ መማር እፈልግ ነበር እንደ ቴኳንዶ ምናምን መማር እፈልግ ነበር ግን ወላጆቼ አይፈቅዱም እንደዛ እንድማር ማለት ነው። በቃ ወላጆቼ በትምህርቴ ላይ ትኩረት እንዳደርግ ስለሚፈልጉ እኔ በቃ እንደዛ ትምህርቴ ላይ ነበር እንጂ ትኩረት የማደርገው እዛም መዋኘት ሌላ ነገር ሌላ ነገር ላይ ትኩረት አላደርግም ነበር። አሁን ላይ ግን ስላደኩ ማለቴ አስራ ዘጠኝ አመቴ ስለሞላ ስለሞላኝ የፈለኩትን ነገር ማድረግ እችላለሁ። ግን አሁንም ቢሆን ወላጆቼ የማይፈልጉት ነገር ማድረግ ደግሞ አልፈልግም እና መዋኘት ማለቴ መዋኘት የዛኔ አይፈቅዱልኝም ነበር። አሁን ላይ ግን ለምን እንደማይፈቅዱልኝ ስጠይቃቸው አይ በቃ እኛ እኮ ምናልባት በዛው እንዳትሰምጪ ምናምን ላንቺ አደጋ እንዳይሆንብሽ ምናምን ብለን ነው ምናምን ይሉኛል ማለት ነው። እና አሁን እሱ ምክንያታቸው ብቻ እንደሆነ ካወቅኩኝ በኋላ አይ በቃ እንደዛ ከሆነማ ለምንድንነው የምሰምጠው በደ በደንብ መዋኘት ለምን አልለማመድም ምናምን ብዬ አሁን ላይ እንደዉም መዋኘት እየተለማመድኩኝ ነው። ማለቴ እድልን ሳገኝ እየተለማመድኩኝ ነው ብዬ አስባለሁ። ስለዚህ ለቀጣይም በደንብ ተለማምጀ የሆነ ሲደብረኝ ምናምን እንደ እንደውም እንደ ስፖርት ነው አይደል የአካል እንቅስቃሴ ማለት ነው። መዋኘት ከቻልኩኝ ማለት ነው እና አሁን መዋኘት የሚያስተምረኝ ሰው ካለ በቃ ደስ እያለኝ ነው የምማረው። የለም እንጂ ማለት የለም። ሳይሆን እድሉ አሁን ላይ ስራ ስለሚበዛብኝ መዋኘት ምናምን ወደ መዋኘት ምናምን ትኩረቴን ማድረግ አልችልም ምክንያቱም አሁን ላይ አንደኛ ትምህርት ነኝ ተማሪ ነኝ ሁለተኛ ደግሞ ት አብዛኛው ጊዜ አሳይመንት ይሰጠናል ፈተና ይሉናል በቃ ማጥናት አለብኝ ሁሌ ምናምን ማለት ነው ደግሞ ከትምህርቴ ጎን ለጎን ደግሞ ስራ እሰራለሁ። ስለዚህ ብዙም ስለማይመቸኝ ለመዋኘት ነው እንጂ መዋኘት አሁን ላይ ቤተሰቦቼም መዋኘት መለማመድ እፈልጋለሁ ምናምን ብላቸው እርግጠኛ ነኝ ምንም አይሉኝም ማለት ነው እና ከፈለኩኝ መዋኘት ራሱ መለማመድ እችላለሁ ማለት ነው። ግን ቅድም እንዳልኩት በቃ አይመቸኝም እና አሁን ላይ ለመለማመድ አልችልም አሁን ባለሁበት ሰዓት ማለት ነው። እና መቼ ለመለማመድ ነው ያሰብኩት? ክረምት ሲሆን ወደ ቤት ስሄድ ወደ ቤቴ ማለት አሁን ላይ ከቤት ርቄ ነው ያለሁት ለዩኒቨርሲቲ ብዬ ከቤቴ ርቄ ነው ያለሁት እና ክረምት ላይ ግን ትምህርት ሲዘጋ ማለት ነው ወደ ቤቴ ስመለስ ስራ ስራ ብቻ ነው እንጅ የምሰራ ሌላ ትምህርት ስለ ስለሌለኝ የዛኔ መዋኘት እለ እለማመዳለሁ ብዬ አስባለሁ። ደግሞ መዋኘት ደግሞ እኮ አንዳንዴ የአካል ብቃት እንቅስቃሴ ነው ስለዚህ እንደ ስፖርት ቆጥሬ ራሴን አንዳንዴ ደግሞ ለማዝናናት ምናምንም እንድጠቀምበት ለመዋኘት መዋኘትን እለማመዳለሁ ብዬ አስባለሁ ለክረምት ማለት ነው። ሌላ ነገር ግን እንደውም እኔ መዋኘት እንዳልለማመድ አድርጎኛል ብዬ የማስበው ትግራይ እኔ ትግራይ ነው የተወለድኩት መቀሌ ላይ ማለት ነው መቀሌ ላይ ብዙም ሀይቅ የለም ምናምን ማለት ነው። እንደዛ ወይ ደግሞ የቤት ውስጥ ደግሞ ገንዳ የለም አብዛኛው ቤት ውስጥ ገንዳ የለም ስለዚህ ገንዳ ቤታችንም ራሱ ገንዳ የለም ስለዚህ ገንዳ አለመኖሩ ነው። እንደውም መዋኘት እንዳልችል አንድ ምክንያት የሚሆነው ቀንዲ አንድ ዋና ምክንያት የሚሆነው ቤታችን ገንዳ ስለሌለ ነው እንደውም ብዬ ነው የማስበው አሁን መዋኘት እንዳልችል ያደረገኝ ነገር ገንዳ አለመኖሩ ነው ብዬ አስባለሁ ማለት ነው። እና ቤታችን ራሱ አሁን ወላጆችን እያሳመንኳቸው ነው የመዋኛ ገንዳ እንዲሰራበት ማለት ነው። ከተሰራበት እስከ ክረምት ምናልባት ቤቴ ውስጥ ሆኜ በራሴ እለማመዳለሁ ብዬ አስባለሁ ወይ ደግሞ ጓደኛዬ መዋኘት ስለምችል ጓደኛዬን እንድታስተምረኝ መዋኘትን እጠይቃታለሁ ብዬ አስባለሁ። ለክረምት ማለት ነው አሁን ግን አሁን ላይ ግን መዋኘት አልችልም ማለት ነው። ምክንያቱም በልጅነቴ እሱን እንድችል የምችልበት አጋጣሚ አላገኘሁም ነበር እና አሁን ላይ መዋኘት አልችልም ነው መልሴ ማለት ነው። ለቀጣይ ግን እችላለሁ ብዬ አስባለሁ።

ጥያቄ ምንድነው የሚለው ጫጫታ ታገኝበት ትችላለህ ነው የሚለው? አዎ እኔ ጫጫታ ብዙ ቦታዎች ላገኝ እችላለሁ። ለምሳሌ ዶርም ውስጥ ማለቴ እኔ ዩኒቨርሲቲ ውስጥ ነው የምኖረው ዶርም ውስጥ ማለት ነው እና ግቢ ውስጥ ነው የምኖረው እና ዶርም ውስጥ ሆኜ እያጠናሁ ምናምን አንዳንዴ ተኝቼ ከውጭ ጫጫታ እሰማለሁ ማለት ነው። እና አንዳንዴ ሳላስበው ከእንቅልፌ ሳልፈልግ እነሳለሁ ጫጫታ ሲሆን ማለት ነው። አንዳንዴ ተነስቼ ለምን እንደሚጮሁ ለምን ጫጫታ እንደሚያበዙ ምናምን እጠይቃቸዋለሁ እና ዝም እንዲሉ ወይ ደግሞ ትንሽ ድምጽ እንዲቀንሱ ምናምን እነግራቸዋለሁ ማለት ነው። አንዳንዴ ደግሞ እያጠናሁ እያለሁ እዛ ዶርማችን አካባቢ ያሉ ሴቶች ምናምን እኛ ፍሎር ላይ ያሉ ሴቶች ይጮሃሉ በቃ ጫጫታ ምናምን ይሰማል ዶርም ውስጥ ሆኜ ማለት ነው ሳጠና በቃ በጣም ነው የሚረብሸኝ ጫጫታው በጣም ነው የሚረብሸኝ። እና ተነስቼ ሄጄ ምናምን ዝም እንዲሉ ወይ ደግሞ ድምጽ እንዲቀንሱ እነግራችኋለሁ ማለት ነው። እንደውም አንዳንዴ እጣላለሁ በትክክል ማለት ነው ምክንያቱም ማለቴ እነሱም የመጮህ መብታቸው ነው እሺ ግን እኔን የመረበሽ ደግሞ መብት የላቸውም። ስለዚህ እኔን ማጥናት ስለምፈልግ ወይ ደግሞ ስለምተኛ ምናምን እንዳይረብሹኝ ሄጄ እነግራቸዋለሁ ማለት ነው። ሌላ ጫጫታ የማገኝበት ቦታ የት ነው? አሁን ለምሳሌ የሆነ ስብሰባ ላይ ስብሰባ ላይ ምንድነው ጫጫታ የሚነሳው እንዴት ነው? አሁን የሆነ በቃ አብዛኛው ሰራተኛ ምናምን የማያስማማ ነገር ይነሳና ለምሳሌ የሆነ አዲስ ህግ ወይ ደግሞ አዲስ ህግ ስንል አንድ አዲስ ህግም ሊሆን ይችላል ግን አብዛኛው ጊዜ ጫጫታ የሚነሳው እንዴት ነው? አሁን ደሞዝ ደሞዝ የ የዚህ ወር ለምሳሌ በደንብ ስላልሰራችሁ ስራችሁን በደንብ አልሰራችሁም ስለዚህ የዚህ ወር ደሞዛችሁን በእንደዚህ አይነት ፐርሰንት ይቀነሳል ምናምን ሲባል ሰራተኞቹ በጣም ይጫጫኋሉ ማለት ነው። እና በዛ ሰዓት ጫጫታ ላገኝ እችላለሁ ማለት ነው። እና ጫጫታ በዚህ ሰዓት እውነታቸውን ነው እውነት እኔም ራሱ እንደዛ ብባል እጮሃለሁ የግድ ነው ማለቴ መጮህ ምንም ጥቅም የለውም። ግን በቃ ስለምን ስለምን ስለሚያናድድ የወር ደሞዙ ይቀንሳል ምናምን ሲባል ስለሚያናድድ የዛኔ ጫጫታ መስማት እንችላለን ወይ ደግሞ ጫጫታ ላገኝ እችላለሁ ማለት ነው። ሌላ ቦታ ጫጫታ የማገኝበት ቦታ ህፃናቶች ያሉት ህፃናቶች የተጫወቱ ምናምን ሲጫወቱ ይጫጯሀሉ አይደል ህፃናቶች ስለዚህ ህፃናት ሲጫወቱ ወይ ደግሞ ሲያወሩ ምናምን ሲጯጯሁ ጫጫታ ልናገኝ እንችላለን ማለት ነው። ሌላ ጫጫታ ማግኘት የምናገኝበት ቦታ ደግሞ ምንድነው? አሁን ለምሳሌ ታክሲ ውስጥ ታክሲ መጠበቅ ውስጥ ላይ አሁን ታክሲ ስንጠብቅ ምናምን ታክሲው ወረፋ ነው ሚያዘው ጠዋት ጠዋት በተለይ ኢትዮጵያ ውስጥ በቃ በጣም ነው የሚያስቸግረው ታክሲ ማግኘት ወደ ስራው አለመሄድ ምናምን በጣም ነው የሚያስቸግረው። ከዛ እዛ ላይ ጫጫታ አለ ማለት ነው ጫጫታ እዛ ልናገኝ እንችላለን። ታክሲ ውስጥ ገብተን ራሱ ታክሲ ውስጥ አስራ ሶስት ሰው አስራ ሁለት ሰው ነው የሚሆነው አንድ ታክሲ ውስጥ ማለት ነው እና ጫጫታ እዛ ይሰማል በቃ የሆነ ጫጫታ አለ ማለት ነው። ከዚህ ከዚህ ከጠቀስኩት በላይ ደግሞ የት ነው ጫጫታ ማግኘት የምንችለው? ጫጫታ እኔ የማገኝበት ቦታ ብዬ የማስበው ኮንሰርት ላይ ነው። እኔ ኮንሰርት ብዙም ምሄድ ሰው አይደለሁም ግን የሆነ በቲቪ ምናምን ሳይ ሳይ በጣም ነው የሚጫጫሁት በቃ ጫጫታ እዛ ማግኘት እንችላለን በጣም ማለት ነው እናም እኔ ጫጫታ ደግሞ አልወድም በቃ ደስ አይለኝም በቃ እና ለዛም ነው ኮንሰርት የማልሄደው ማለት ነው። ለጫጫታ ስለማልወድ ሌላው ጫጫታ የት ነው የምናገኘው? አሁን ካፌ ውስጥ ካፌ ውስጥ ወይ ደግሞ ሬስቶራንት ውስጥ አሁን ግቢያችን ውስጥ የሆነ ሬስቶራንት አለ እሚበላ ምግብ ምናምን የሚበላበት ማለት ነው። እና እዛ ቦታ ስሄድ በቃ ይጯጯሃሉ ሲያወሩ ቀስ ብለው አያወሩም የሆነ ሙዚቃ ይከፈታል ከዛ የምትለው ራሱ የሆነ ምግብ ምናምን ለማዘዝ ብፈልግ ብፈልግ ምለው ራሱ አይሰሙኝም አአ ምናምን ብሎ ድጋሚ እንድነግራቸው ነው የሚጠይቁኝ እና እዛ ጫጫታ ይገኝበ ላገኝ እችላለሁ ብዬ አስባለሁ። እና ምንድነው ማረገው እኔ ጫጫታ ሲሆን ማለት ነው። ለምሳሌ ሬስቶራንት ውስጥ ገብቼ ምግብ ለማዘዝ ፈልጌ ሲጫጫሁ አዘዝና ምግብ ከዛ እወጣለሁ እስከሚደርስ ምግቡ ወደ ውጭ እወጣለሁ ማለት ነው። አብዛኛው ጊዜ እንደውም ጫጫታ ሳገኝ ማለት ነው እንደዚህ ምግቤ ቴካዌ ነው የማረገው ማለቴ ይዤው ነው የምሄደው ቤት ምናምን ተረጋግቼ እንድበላው ጫጫታ እየሆነ መብላት ራሱ አልችልም። በቃ እኔ ጫጫታ አልወድም። እና ቅድም እንደዘረዘርኩት ሁሉንም ቦታዎች ማለቴ ቅድም እየዘረዘርኩት እንደነበረው ጫጫታ እዛ እዛ ማግኘት እንችላለን ማለት ነው። እና ከጫጫታ ግን ራሳችንን ማዳን አለብን ብዬ አስባለሁ እና።

ጥያቄ ምንድነው የሚለው በአካባቢው ድልድይ አለ ወይ ነው የሚለው? አዎ በአካባቢያችን ድልድይ አለ ብዙ አይነት ብዙ ድልድይ አለ ማለት ነው። ድልድዩ ግን ስሙን አላውቀውም እውነት ለመናገር ስሙን አላውቀውም ግን የሆነ ውሃ ምናምን ሲሆን ማለቴ በተደጋጋሚ ጊዜ ውሃ ሲኖረው ሲኖር ማለፊያ ስለሚያስፈልግ ድልድይ ምናምን ይሰራል ማለት ነው። ለምሳሌ እኔ መቀሌ እያለሁ አሁን ላይ አዲስ አበባ ነኝ። መቀሌ እያለሁ ከስድስት ወር በፊት በአካባቢያችን ላይ የነበረው ድልድይ ለምሳሌ የት ነበር መሰላችሁ? እንትን አይደር የሚባል ሰፈር አለ አይደር የሚባል ሰፈር አለና በዛ ሁሌ ሁሌ ውሃ እንደ ወንዝ አይነት ወንዝ ሳይሆን እንደ ጎርፍ የሚተላለፍበት በቃ አመት ከአመት አይቋረጥም። እና እዛ አካባቢ ከዛ ድልድይ አለ እና ድልድይ ጋር ስደርስ በጣም ነበር ድሮ የማለቅሰው ማለቴ በጣም የምፈራ ነበር እና እናቴ አዝላ ነበር የምታሳልፈኝ በቃ አቅፋ ወይም አዝላ ነበር የምታሳልፈኝ። ከዛ ሳድግ ሳድግ ከእናቴ ጋር እንደ አጋጣሚ በዛ አለፍንና እዚህ ላይ ስንደርስ እኮ በልጅነትሽ ታለቅሺ ነበር ምናምን ብላኛለች እና አቅፌ ወይ ደግሞ አዘልኝ ነበር የማሳልፍሽ ምናምን ስትለኝ በጣም ነው የሳቅኩት ማለት ነው። እና ድልድይ አንድ አለ እዛ እዛ ቦታ ማት ነው ሌላ ድልድይ ደግሞ አለም። እንደውም ስሙን እሱን አውቃለሁ። የት ነው መቀሌ ከመቀሌ ወደ አብያድ የሚባል ቦታ አለ ትግራይ ውስጥ። ወደዛ ስንሄድ ወደዛ መንገድ ላይ ወደዛ ለመሄድ መንገድ ላይ ምን አለ? ገረብ ግቧ ድልድይ የሚባል አለ ገረብ ግባ ማለት ነው ስሙ ያ ወንዙ የወንዙ ስም ግባ ነው የሚባለው ድልድይ ደግሞ ገረብ ግዋ ድልድይ ነው የሚባለው ማለት ነው። እና እሱ ድልድይ ደግሞ ያ የጠቀስኩት ሁለተኛ በጣም ትልቅ ወንዝ ነው። እንደውም ወደ አባይ ምናምን አሁን አባይ ኢትዮጵያ አባየ ግድብ አለ አይደል? አሁን ወደ እሱ እንደ ተፋሰስም ነው የአባይ ተፋሰስ ሩባዎች ምናምን ተብሎ ከሚጠቀሱት ውስጥ አንዱ ገረብግባም ነው። እናም ያ ድልድይ እሱ እሱ ደግሞ ድልድይ አለው እና እንደውም በቃ መኪና ምናምንም ያልፍበታል። ያ መጀመሪያ የጠቀስኩት ያ መቀሌ ውስጥ መኪና ምናምን አያልፍበትም ድልድዩ ማለት ነው። አዎ ያልፉበታል እንጂ ያልፉበታል አዎ እሱንም መኪና ያልፉበታል። ግን የገረብ ግባ የሚባለው ድልድይ ትልቅ ነው። መኪና ምናምንም ያልፉበታል ማለት ነው። ምናልባት ድልድዩ ከተሰበረ ወይ ደግሞ የሆነ ነገር ከሆነ በቃ በጣም አደጋ ነው ማለት ነው። በጣም ትልቅ ነው ወንዙ ማለት ነው። ሌላ ሌላ ምንድነው ድልድይ በአካባቢያችን ያለው? አሁን ላይ ባለሁበት ማለት ነው። አሁን ላይ ባለሁበት ድልድይ የሆነ ወዳዳማ መንገድ ላይ የሆነ ድልድይ እንዳለ ሰምቻለሁ። እኔ አላውቅም እንደውም እሱን የኢትዮጵያ ሪፍት ቫል ያለ አይደል ኢትዮጵያ የተሰነጠቀው መሬት ማለት ነው። እሱን የእሱን ድልድይ ነው ብሎ ነው። ያስተማረኝ አስተማሪያችን እኔ ብዙም መረጃው የለኝም። እና ድልድይ አለ ማለት ነው። ድልድይ ሲነሳ ግን ምንድነው? ወደ ሀሳቤ በመጀመሪያ የሚመጣ ወንዝ ነው አሁን ወንዝ ጎርፍ ምናምን ሲኖር አደል ድልድይ የሚሰራበት እና። ወንዝ አለ ማለት ደግሞ አንድ የሆነ እንትን መስራት ምናምን ይቻላል እንደ መስኖ ምናምን ማልማት መስኖ ተጠቅሞ ውሃው ተጠቅሞ ማልማት ይቻላል ማለት ነው። እና ድልድይም ደግሞ አስፈላጊ ነው። ምክንያቱም አሁን የሆነ ወንዝ ምናምን ቢኖር ድልድይ ካልተሰራ መኪና ማለፍ አይችልም ሰዎችንም ደግሞ ማለፍ አይችልም። እና ድልድይ ቢሰራ አሪፍ ነው። እና በደንብ ኢትዮጵያ ውስጥ ደግሞ ብዙ ወንዞች ምናምን ስላሉ ድልድይ ቢሰራበት የተሻለ የኢኮኖሚ ደረጃ እንደርሳለን ብዬ አስባለሁ። ደግሞ ድልድዩ ሲሰራ ደግሞ ሰዎችን ያማከለ አይነት ጥቅም እንዲያገኝ ሰዎችን ያማከለ የሰዎች ፍላጎት ያማካለ እንዲሆን ተደርጎ ቢሰራ አሪፍ ነው። እና ድልድይን ድልድይ ድልድይ መሰራቱን በጣም ጥቅም አለው ማለት ነው። እና አካባቢያችን ላይ ቅድም እንዳልኩት አንድ ድልድይ ነው ያለው ሌላ ድልድል አላውቅም። ሌላ ድልድይ አላውቅም። እዛ መቀሌ ውስጥ ሌላ ድልድይ አላውቅም። አዲስ አበባ ውስጥ ደግሞ አላውቅም አለ ድልድይ። ድልድይ አለ ግን ብዙም ቦታው ስለማላውቀው ከግቢ ውስጥ ወጥቼ ስለማላውቅ ብዙ ድልድይ የድልድይ ስም ምናምን አላውቅም አካባቢዬ ላይ እንዳለና እንደሌለ እዚህ አዲስ አበባ ውስጥ ማለት ነው። መቀሌ ውስጥ ግን ቅድም ተጠቀስኩት አንድም አውቀዋለሁ የማላውቀው ደግሞ ይኖራል አይታወቅም። እናም ድልድይ ቅድም እንዳልኩት አስፈላጊ ነገር ነው። ለአንድ ሀገር ብዬ አስባለሁ ምክንያቱም ወንዝ ምናምን ሲኖር ለማሳለፊያ ማለፍ ለማለፍ ስለማያቸግር ድልድይ ካልተሰራ ድልድይ ከተሰራ ግን ለማለፍ ቀላል ይሆናል ማለት ነው። እና በአካባቢያችን አንድ ድልድይ

ጥያቄ ምንድነው የሚለው ወደ ስራ በሰአቱ ትደርሳለህ ወይ ነው የሚለው? እኔ አዎ በጣም ነው የምደርሰው በሰአቴ ማለት ነው። እንዴት ነው ግን የምደርሰው? እኔ አብዛኛው ጊዜ ቀድሜ ወደ ስራ ከሰአት ከስራ ሰዓት በፊት መድረስ አልወድም ማለቴ አንዳንድ ሰው አሁን ገና ያለ ሰዓቱ ለምሳሌ ሁለት እኩል ስራው የሚጀመር ከሆነ ሁለት ሰዓት አስቀድሞ ምናምን የሚሄድ ሰው አለ እኔ ግን እንደዛ አይነት ልምድ የለኝም አስቀድሜ ወደ ስራ ሰዓት አልሄድም። ደግሞም አላርፍድምም ማለቴ ሁሌ አብዛኛው ጊዜ እዛ የምደርሰው ሁለት ተኩል ነው የሚጀመረው ሰዓቱ ከተባለ ሁለት ተኩል ነው ስራው የሚጀመረው ከተባለ ሁለት ተኩል ነው የምደርሰው ወደ ስራው ላይ ማለት ነው። በቃ አሁን ብዬ ወይም በቃ ሌላ ስራ እሰራለሁ እንጂ ለምሳሌ ጠዋት ትነሳና ለምሳሌ ቀድሜ ማለት መለባበስ ቁርሴ ምናምን ቀድሜ ከጨረስኩ ራሱ ሌላ ስራ ሰራለሁ እንጂ አስቀድሜ ከስራ ሰዓት በፊት አስቀድሜ ሄደ ሄጄ እዛ ቁጭ ማለት አልወድም ደስ አይለኝም ማለት ነው። እና አብዛኛው ሰው እንደውም እኔ እንደዛ አይነት ሰው ስለሆንክ እንዴት ነው የሚያስበኝ? በቃ አርፋጅ ማለቴ በቃ እኔ በጣም ነው የሚገርመኝ እኮ በሰአቱ መድረስ በሰአቱ ማለቴ ከዛ በፊትም አይደለም ከዛ በኋላም አይደለም እኔ በሰአቱ ነው የምደርሰው ሁለት ተኩል ነው የሚጀመረው ከተባለው ሁለት ተኩል በሁለት ተኩል ሰዓት ላይ እዛ ቦታ ላይ እደርሳለሁ። ግን ሰዎች እኔን እንዴት ነው እንደውም አብዛኞቹ ጓደኞቼ ምናምን የሚያዩኝ አርፋጅ እንደሆንኩ ነው የሚያስቡኝ ማለት ነው ግን እኔ በሰአቴ ነው የምደርሰው። ግን አስቀድሜ መሄድ አልፈልግም አርፍጄም መግባት አልፈልግም። ምክንያቱም አሁን አሁን ለምሳሌ የሆነ ቃለ የስራ ቃለ መጠየቅ ምናምን ቢኖርብን አሁን አስተማሪያችን እንደውም ምንድነው ያለን እኔ ተማሪም ነኝ። ስራውም እሰራለሁ ተማሪም ነኝ ክላስ ራሱ የሚሄደው እኮ በቃ ሁለት ተኩል ክላስ ይጀመራል ከተባለም ሁለት ከሃያ አምስት ምናምን ነው ክላስ የምገባው እና አንዳንዴ አስተማሪው ቀደም ብሎ ከገባ በቃ እንዳረፈድኩ ነው የሚቆጠረው ግን ትምህርቱ እኮ ሁለት ተኩል ነው የምንጀምረው። በቃ እኔ ግራ ነው የሚገባኝ ለምን እንደዛ እንደሚያደርጉ በቃ አሁን ራሱ ግራ እየገባኝ ነው ወይ ደግሞ ሁለት ከሃያ አምስት ኑ ይበሉን ሁለት ከሃያ አምስት ኑ ክላስ የሚጀመረው ስለዚህ ሁለት ከሃምስት ኑ ቢሉን አሪፍ ነበር። ግን የተጻፈው እንደ ህጉ ሁለት ተኩል ክላስ ይጀመራል ነው የሚለው እና እኔ ሁለት ከሃያ አምስት እዛ ደርስና ሁለት ተኩል ትምህርት ከተጀመረ መማር እችላለሁ ብዬ ነው የማስበው። አስተማሪዎቻችሁ አንዳንድ አስተማሪዎች ግን ምን ችግር ይታይባችኋል? ሁለት ከሃያ ይደርሱና ከዛ ሁለት ከሃያ አምስት እዛ እኔ ከደረስኩ አርፍደሻል ምናምን ይላሉ ማለት ነው። እና እንዲህ አይነት ነገር ትክክል ነው ብዬ አላስብም አንዳንዶቹ ደግሞ ሁለት ተኩል ቀጥረውን ሶስት ሰዓት ይመጣሉ አሁን ግማሽ ሰዓት ሌላ ስራ እኮ መስራት እንችልበት ነበር አንዳንዴ አንዳንዴ ሰዎች ምን ችግር አለባቸው በሰአት ላይ በቃ ዝም ብለው ለራሳቸው ብቻ ማሰብ አሁን እኔ በቃ የምር በጣም ነው የምናደደው አስር ደቂቃ ራሱ አስር ደቂቃ ይቅርና አንድ ደቂቃ ራሱ እንዲቃጠልብኝ የምር አልፈልግም። በቃ እያንዳንዱ ሰዓቴ በትክክል መጠቀም በስርዓት መጠቀም ስለምፈልግ በቃ በተቻለኝ መጠን በሰአቴ ለመድረስ የሆነ ነገር በሰአቴ ለመጨረስ ነው የምመክረው ግን እንደዚህ አይነት ሰዓት ላይ በደንብ አለመጠቀም ላይ አብዛኛው ሰው እንደዚህ አይነት ሁኔታ እንደሚታይበት አይቻለው በቃ አስተውያለሁ ማለት ነው። በቃ ጓደኞቼ ራሱ ክላስ የሚሄዱት ሁለት ተኩል ነው የሚጀምረው ሲባል ሁለት ሰዓት ነው እዛ የሚገኙት ሃያ ደቂቃ ከዛ ወይም ወሬ ያወራሉ ወይ ደግሞ በቃ እዛ ኢንስታግራም ሪል ምናምን ቲክቶክ ምናምን ያያሉ ማለት ነው። በስልካቸው ምንድነው ሁለት ሃያ ደቂቃ ለምንድነው የማቃጥለው ሃያ ደቂቃ እኮ የሆነ ስራ ብሰራበት የምፈልገው ነገር ብሰራበት የሆነ ነገር ማሳካት ራሱ ይቻላል። በሃያ ደቂቃ ማለት ነው አንዳንዴ ህይወታችን በአንድ ደቂቃ ራሱ የሚቀየር ሊቀይር የሚችል ነገር ይፈጠራል ስለዚህ እኔ ዝም ብዬ ሰአቴን እንደዛ ማቃጠል ደስ አይለኝም። እና አብዛኛው ጊዜ ወደ ስራ የምሄደው በቃ ሰዓቱ ለምሳሌ ሶስት ሰዓት ነው የሚጀመረው ከተባለ እዛ ላይ አምስት ጉዳይ ነው ወይ የምደርሰው ወይ ደግሞ ሶስት ሰዓት ላይ ነው የምደርሰው። ከዛ አላልፍም ሰዓት ከሰዓቴ አሳልፌ አላቅም ሶስት ተኩል ሶስት ከአስር ወይ ደግሞ ሶስት ከአምስት ምናምን አልሄድም ግን ወይ ሶስት ሰዓት ሲሆን ወይ ደግሞ አምስት ጉዳይ ምናምን እዛ እደርሳለሁ ማለት ነው። እና እኔ ይሄ ባህሪዬ ደግሞ ይሄ ጸባዬኝ በጣም ነው የምወጣው የምር ሌላ ሰው ራሱ አርፋጅ ቢለኝ ራሱ እዛ በሰአት መድረስ ነው አርፋጅ የሚያስብለው እኔ በቃ ግራ ነው የሚያገባኝ። ግራ ነው የሚያጋባኝ ለምን ብዬ እጠይቃለሁ እኔ እኮ በሰአቴ ግን ለምን አርፋጅ እንደምባል ራሱ ግራ ግብት ነው የሚለኝ። እንደ ሌላው ሰው በቃ ሃያ ደቂቃ ምናምን አስቀድሜ መምጣት አለብኝ ምንም ነገር እኮ አላደርግም ቁጭ ነው የምለው እና በጣም ነው የሚያናድደኝ እንደውም ይሄ ነገር ማለት ነው። እና ወደ ስራው በሰአት ነው የምደርሰው እኔ

ጥያቄ ምንድነው የሚለው መንዳት ትችላለህ ወይ ነው የሚለው? መንዳት እኔ አልችልም። መንዳት አሁን ሰዓት ላይ አልችልም። አስራ ዘጠኝ አመቴ ነው። በአስራ ስምንት አመቴ መንዳት እችላለሁ ብዬ ነበር ያሰብኩት ግን እድሉን አላገኘሁም ማለቴ እድሉን አላገኘሁም ስል። አንደኛ ነገር መኪና የለኝም የሀገር መኪና የራሴ መኪና የለኝም። ባይኖረኝም ራሱ ግን መለማመድ ይቻላል መሰለኝ። መለማመድ እችል ነበር። እና መንጃ ፍቃድ የሚባል ነገር አለ። እሱን የል የመኪና የመንዳት ፍቃድ ማውጣትም እችል ነበር። ግን ማልቴ ስራም ስለ ብዙ ጊዜ ስራ ይበዛብኛል እኔ ማለት ነው ወይ ጥናት ላይ ነኝ። ወይ ደግሞ የሆነ ስራ እየሰራሁ ነው ወይ ቤት ስራ ደግሞ እሰራለሁ እና እሱ ብዙ ጊዜ ስራ ስለማይመቸኝ ነው። ስልጠና የመንዳት እንትን መንዳትን ያልተለማመድኩት ማለት ነው። ደግሞ መንዳትን ብለማመድ ራሱ እኮ ምንም አይሰራልኝም። መኪና ስለሌለኝ አሁን መንዳት ብችልም መንጃ ፍቃድ ቢኖረኝም ራሱ ምንም አይጠቅመኝም ማለት ነው። አሁን መንዳት መቻሌ ምክንያቱም መኪና የለኝም። ምናልባት ግን አሁን ላይ ከሁለት አመት በኋላ ነው መኪና ለመግዛት ያሰብኩት። ከሁለት አመት በኋላ መኪና እገዛለሁ ብዬ አስባለሁ። እና አሁን ቀጣይ አመት አሁን አሁን ክረምት ላይ አለ አይደል የአሁኑ ክረምት የመንዳት መንዳትን አልለማመድም መኪና መንዳት ማለት ነው። ቀጣይ አመት ግን ቀጣይ አመት ያለው ክረምት ላይ በሁለት ሺህ የሁለት ሺህ አስራ ዘጠኝ ያለው ክረምት ላይ ግን መኪና መንዳትን እለማመድና ወይም መስከረም ምናምን ሲሆን የራሴ መኪና እገዛለሁ ብዬ አስባለሁ። እና አሁን ላይ ግን መንዳት አልችልም። ግን መንዳት ብችል አሁን ላይ በጣም ነው ደስ የሚለኝ የምር መኪና ቢኖረኝም ደስ ይለኛል። አሁን ላይ እንደውም አሁን ላይ ተማሪ ነኝ እኔ አስራ ዘጠኝ አመቴ ነው ተማሪ ነኝ የዩኒቨርሲቲ ተማሪ ነኝ ማለት ነው። እና አሁን አሁን ብር ራሱ ከወላጆቼ ምናምን ነው የሚላክልኝ እና ጭራሽ ከወላጆቼ ብር እየተላከልኝ በሚላክልኝ ገንዘብ መኪና መግዛት አይችልም። በቃ የአምስት አመት ተሰብስቦ ራሱ መኪና ሊያስገዛ አይችልም ግን የሆነ ስራ ሰርቼ ምናምን በራሴ የመስመር ስራ ሰርቼም ቢሆን ወይም በምማርበት ዲፓርትመንት ስራ ሰርቼ አሁን መማር የምፈልግ አሁን ሶፍትዌር ነው። ሰርድ ይር ማለት ሶስተኛ አመት ምናምን ስደርስ የራሴ በሶፍትዌር የሆነ የመስመር ስራ መስራት እችላለሁ ብዬ አስባለሁ። ከዛም በፊት ደግሞ ሌላ የምችለው ስራ ለምሳሌ እኔ የመጽሐፍ የመጽሐፍ ተሰጥኦ አለኝ ብዬ አስባለሁ መጽሐፍ የሆነ ድርሰት መጻፍ ልቦለድ ምናምን መጻፍ የእሱን አይነት ትሰጥዖ አለኝ ብዬ ስለማስብ። ከዛ ፍሪላንሲንግ ላይ አፕወርክ ላይ ምናምን መጽሐፍ ላይ በመጽሐፍ የሆነ ስራ ሰርቼ ገንዘብ አግኝቼ መኪና ሰር ሶስተኛ አመት ስደርስ መኪና እገዛለሁ የራሴ ብዬ አስብ አስባለሁ ማለት ነው። ግን አሁን ላይ አሁን እንደውም በቃ መንዳት መቻ ብችል ደስ ይለኝ ነበር እውነት መንዳት የሆነ እንደውም አሁን ላይ ምኞቴ አሁን ላይ ምኞቴ ማለት ነው። ሶ ሶስተኛ አመት ስሆን ቤት የራሴ ቤት መግዛት እና የራሴ መኪና መግዛት ነው እና መንዳትም መቻል ነው። አሁን ከሶስት አመት በኋላ ያለው እቅድ ማለት ነው አሁን ላይ ለዛ ነው እየሰራሁ ያለሁት ማለት ነው። ለዛ እየጣርኩ ነው። ግን አሁን ላይ ምንድነው? ማስተውለው አሁን በዚህ አመት ለምሳሌ አደርገዋለሁ ያልኩትን ነገር ከሁለት አመት በፊት ምናምን በጣም ነበር የሚያጓጓኝ ማለት ነው። ከዛ አሁን ላይ ሳደርገው ግን በቃ ያ ጉጉቴ ያ ምኞቴ ምናምን በቃ ምንም አይመስለኝም በቃ ይሄ ቢኖረኝ ኖሮ እኮ ምናምን እል ነበር ከሁለት አመት በፊት ምናምን ማለት ነው። እንደዛ ያልኩት ነገር አሁን ኖር አግኝቻለሁ። ጥሬ ምናምን አግኝቼዋለሁ እና ከሁለት ከሶስት አመት በፊት በኋላም አሁን መኪና እገዛለሁ ቤት አሰራርለሁ ምናምን እያልኩ አይደል እና የዛኔ ያ ያሁኑ ምኞቴ በጣም ምጓጓለት ነገር ምንም ዋጋ አይኖረውም ብዬ አስባለሁ። በቃ መንዳት መቻሌ ቀላል ነገር ነው የሚሆነው የዛኔ ማለት ነው። አሁን ላይ ግን ለኔ በጣም ደስ የሚል ነገር ነው። አሁን መንዳት የምችልበት እድል ባገኝ አሁን ላይ ማለት ነው። ወይኔ ደስታዬን አልችለውም ነበር እና መኪና አሁን የሆነ ሰው ገዝቶ ምናምን ቢሰጠኝ ቢሰጠኝ እንኳን ደስ አይለኝም። በራሴ ሰርቼ መግዛት ነው የምፈልገው። በራሴ ሰርቼ አሁን ላይ ገንዘብ ቢኖረኝና በራሴ በራሴ ገንዘብ መኪና ብገዛና መንዳት ብችል አሁን ላይ ደስታዬ አልችለውም አልችለውም ግን አሁን ላይ አልችልም ማለት ነው። መንዳትም መለማመድ አልችልም መኪናም መግዛት አልችልም። ስለዚህ ከሁለት አመት በኋላ ክረምት ላይ መንዳት የዛኔ ተለማምጄ መጀመሪያ መኪና ነው የምገዛው ከዛ በኋላ በመኪናዬ መንዳት እለማመዳለሁ እና ከዛ መንጃ ፍቃድ ምናምን አውጥቼ የራሴ መኪና እይዛለሁ ብዬ አስባለሁ። በራሴ ራሴ መኪና ወደ ስራዬ ወደ ትምህርት ቤቴ እም ለመመላለስ እችላለሁ ብዬ አስባለሁ እና የዛኔ መንዳት እችላለሁ። ብዬ አስባለሁ

ጥያቄው ምንድነው የሚለው እንደገና ጥቅም ላይ መዋል ታደርጋለህ ወይ ነው የሚለው? አዎ እኔ የተለያዩ ነገሮችን እንደገና ጥቅም ላይ መዋል አደርጋለሁ ለምሳሌ ምን አደርጋለሁ። አሁን አሁን ለምሳሌ ብርቱካን አለ ብርቱካን ይበላል አይደል ለምሳሌ ብርቱካን ለአንድ ኪሎ ሁለት መቶ ብር ምናምን ነው የሚሸጠው ሁለት መቶ ሃምሳ ሁለት መቶ ብር ይሸጣል። እና ሁለት መቶ ሃምሳ ገዝቼ ለምሳሌ አንድ ኪሎ ቡርቱካን ብገዛ ቡርቱካ ነው ይበላል አይደል ብርቱን የሆነ ወይም ተጨምቆ ይጠጣል ወይ ደግሞ ዝም ብለውም ይበላል የሆነ ለቡና ቁርስ አንዳንዴም በፈለከው ሰዓትም መብላት ይቻላል። እና ምንድነው የማደርገው አሁን ያ የብርቱካን ልጣጫላት አይደል እሱን አሁን አብዛኛው ሰው ይጥለዋል እኔ ግን ምንድነው የማደርገው? ከሰል ምናምን አድርጌ ቤት ሲጸጣ ምናምን ማለት ነው። ቤት ከተጸዳ በኋላ ከሰል ከሰል አድርጌ የእሳት እሳት ያለው ከሰል ማለት ነው አድርጌ እሱን ነገር እንደ እጣን ነው የምጠቀምበት ማለት ነው። እና ቤታችን የሆነ ብርቱካን ብርቱካን የቡትኳን ልጣጭ ነው የሚጨሰው የሚሸተው ማለት ነው። እና ደስ የሚል ሽታ ነው ያለው ስለዚህ እሱን ነገር ለምሳሌ እኔ እንደገና ጥቅም ላይ አዋልኩት ማለት ነው። ሌላ ነገር ምንድነው የማደርገው ጥቅም ላይ የማውለው ነገር ማለት ነው። ለምሳሌ እንትን አለ አይደል ሙዝ አለ አሁን ሙዝ ይበላል ሙዝ አሁን ውስጡ ይበላል አይደል ለጣጩ ደግሞ አብዛኛው ሰው ይጥለዋል እኔ ግን ምንድነው የማደርገው? የሙዝ ልጣጭ ማለት ነው ለቆርቦት በጣም አሪፍ ነው። አሁን ለጠቆረ ነገር ለቆዳችን አሁን የጠቆረ ክፍል ካለው ለምሳሌ ፊታችንም ሊሆን ይችላል ፊታችን ለምሳሌ ከጠቆራ ከጠቆራ ወይም ደግሞ የእጃችን ቆጣ ምናምን ከጠቆረ በዛው ትንሽ ብናሸው የሆነ ያ ጥቁር ጥቁር እንዲጠፋ የማድረግ ችሎታ አለው። እና ለዛ ነገር እጠቀምበታለሁ ማለት ነው ብዙ ነገር ነው እንዴ እንደዛ የማደርገው ለምሳሌ ሌላ ነገር ምንድነው? አሁን አሁን ፕላስቲክ ነገሮች አሉ አይደል ለምሳሌ እንደ አሁን ለውዝ የሚሸጥበት አንድ የሆነ ፕላስቲክ አለ ለውዝ የሚሸጥበት እቃው እቃው ማለት ነው እሱን ነገር ለውዙ አሁን ለውዙ ሲያልቅ ዝም ብዬ ከምጥለው ይልቅ ምንድነው የምናደርግበት ወይም ስኳር እናስቀምጥበታለን ወይ ደግሞ ቡና ምናምን እናስቀምጥበታለን ማለት ነው። ይሄ እንደገና ጥቅም ላይ መዋል ነው የሚባለው ሌላ ነገር ደግሞ ምንድነው? አሁን አሁን እንደውም በጣም በጣም ጠቃሚ የሆነ ነገር ማለት ነው። አሁን ፍራፍሬ ምናምን አለ አይደል ፍራፍሬ እነ ማንጎ ሞዝ ቡቱኳን አይ ቡቱኳን እንኳን ብዙጊዜ ጥቅም ላይ አይውልም ልጣጩ ለምንጠቅሰው ነገር ማለት ነው። ግን አብዛኞቹ ጊዜ አቦካዶ ማንጎ ሙዝ ሌላ ፍራፍሬዎች ምናምን አለ አይደል እነሱን አሁን ከተጠቀምንባቸው በኋላ ልጣጮቹ በማሽን እንፍቅና በማሽን ይጨመቁና እንደ ጭማቂ ነገር ይሆኑና ከዛ ለምንድነው የሚጠቅሙት? ለተክሎች እንደ እንደ ማዳበሪያ ይጠቅማሉ ማለት ነው እንደውም ኦርጋኒክ የሆነ ነገር ነው ማለቴ በተፈጥሮአዊ ነገር የተሰራ ስለሆነ ለተክሎች እድገት በጣም አሪፍ ነው። እና እነሱን ነገር እንደማዳበሪያ እንጠቀምባቸዋለን ማለት ነው እና አሁን የፍራፍሬ ልጣጭ እንደገና ጥቅም ላይ ማዋል አደርጋለሁ ማለት ነው። ሌላ ነገር የማደርገው ደግሞ አሁን ለምሳሌ እንትን አሁን ተክል ላይ አሁን ተክል እኔ የመትከል ልምድ አለኝ እና ተክሉ ሲረግፍ ቀጠሉ ምናምን ከረገፈ በኋላ ምንድነው የማደርገው እንዲበሰብስ ነው የማደርገው ውሃ ምናምን አድርጌ ቶሎ እንዲበሰብስ አደርገውና ከዛ ከአፈር ጋር ሳደባለቀው ወደ አፈር ይቀየራል ማለት ነው። ይሄ እንደገና ጥቅም ላይ መዋል ይባላል። ሌላ ነገር ደግሞ ምንድነው የማደርገው? ጥቅም ላይ እንደገና መዋል ላይ ማለት ነው። አሁን ለምሳሌ እንትን ለምሳሌ ምንድነው የሚባለው? ቴምር አሁን ቴምር ቴምር ፍሬው ይበላል አይደል ቴምር መጀመሪያ ይበላል አይደል ሲበስል ከዛ ውስጡ ያለው ግን ይጣላል ፍሬው ማለት ነው። አሁን ፍሬው ግን ምን ጥቅም አለው መሰላችሁ? እሱን ፈጭተን መጀመሪያ ቆልተን ፈጭተን ምናምን ማለት ነው ፈጭተን ከቅባት ጋር ቅባት ጋር ትንሽ እሳት እንዲነካው ካደረግን በኋላ ለፀጉራችን እድገት በጣም ጠቃሚ ነው። አሁን ይጠላል አይደለ የ የእንትን ፍሬ የ ምንድነው የቴምር ፍሬ አብዛኛው ሰው ይጥለዋል በቃ እንደውም ሁሉም ሰው በሚባል ደረጃ ይጥለዋል እኔ ግን እንደገና ጥቅም ላይ አውለዋለሁ ማለት ነው። ለፀጉሬ እጠቀምበታል እና ፀጉሬ እሱን ሲጠቀም እንደውም ያ ከዛ የተሰራ ቅባት ስጠቀም ፀጉሬ በጣም አሪፍ ነው የሚሆነው ተቋርጦ ነው ትንሽ የሚበላሽብኝ እንጂ በጣም ነው አሪፍ የሚሆነው ማለት ነው። እና እኔ እንደገና ጥቅም ላይ አውላለው

ጥያቄው ምንድነው የሚለው ሰዎችን እንዴት ታስተዋውቃለህ ነው የሚለው? እኔ ሰዎችን እንዴት ነው የማስተዋውቀው? ለምሳሌ እኔ የማውቀው አንድ ሰው ቢኖር እኔ የማውቃቸው ሁለት ሰዎች ቢኖሩ ግን ሁለቱም አይተዋወቁም እንበል እና ሁለቱን እንዴት ነው የማስተዋውቃቸው? ለምሳሌ ሁለቱን እንዴት ነው የማስተዋውቃቸው? ስለ አንዱ ጥሩ ጥሩ ነገር ማለቴ ጥሩ ሰው ከሆነ ማለት ነው ጥሩ ሰው ካልሆነ እውነቱን ለመናገር አላስተዋውቃቸውም። ሁለቱም ጥሩ ሰዎች ካልሆኑ ለራሴ ራሱ እርቃቸዋለሁ እንጂ ሌላ ሰውን አላስተዋውቅም። ግን ጥሩ ሰዎች ናቸው ብለን እናስብና አንድ ለምሳሌ አንዱ የማውቀው ሰው ጥሩ ሰው ቢሆን ከዛ አሁን በስራው ምናምን አሪፍ ከሆነ ወይ ደግሞ በቃ ጥሩ ሰው ከሆነ ሌላ ያ ሌላኛው የማውቀውም እንደዛ ሰው አይነት ከሆነ እና ምንድነው የማደርገው? ለአንደኝ ስለ አንደኛው ወደ ለሌላኛው ጥሩ ጥሩ ነገር እነግረዋለው በቃ ስለ ስለዛ ሰው ባህሪው ባህሪው ፀባዩ ስራው እንዴት እንደሚኖር የት እንደሚኖር ምናምን ሁሉንም ነገር ለዛኛው ለሌላኛው ሰው እነግረውና ከዛ በዛ መንገድ ነው ሰዎችን የማስተዋውቀው ማለት ነው። እንደውም እኔ እሱ እንደዛ የማድረግ ብዙ ጊዜ እንደዛ የማድረግ ልማድ አለኝ ብዙ ጊዜ ማለት ነው። አሁን ለምሳሌ ዩኒቨርሲቲ ውስጥ ነው የምኖረው የምኖረው እኔ የዩኒቨርሲቲ ተማሪ ነኝ እና ምንድነው የማደርገው? አንዷ ለምሳሌ እኔ ብዙ ሰዎች እተዋወቃለሁ እዚህ ዩኒቨርሲቲ ውስጥ ማለት ነው። እና ጓደኛዬ አንድ አለች ዶርም ሜቴ ማለት ነው ማለት ነው ስሟ ፍሬሂወት ነው የሚባለው እና እኔም ፍሬሂወት ነው ስሜ አክቹዋሊ እውነቱን ለመናገር እኔም ፍሬሂወት ነው ስሜ ሁለታችንም ፍሬሂወት ነው የምንባለው። ከዛ እኔ አዳዲስ ሰዎችን እተዋወቃለሁ አብዛኛው ጊዜ ማለት ነው። ከዛ ምንድነው የማደርገው የተዋወቅኳቸው አዳዲስ ሰዎችን ለ ለዶርም ሜቴ ዶርም ከእኔ ጋር ለምትተኛው። እንዴት ነው የማስተዋውቃት? ስለ ስለዛ ሰዎች ጥሩጥሩ ነገር በመናገር ማለት ነው። ጥሩ ሰዎች ከሆኑ ብቻ ነው እንደውም እኔም የምተዋወቀው እንጂ መጥፎ ሰዎች ከሆኑ አንዴ ከተዋወቅኳቸው ቀስ ብዬ ነው የምርቃቸው ምክንያቱም ጓደኝነት ላይ ምን አለ? ወይም ሰዎ ሰዎችን ሰዎቹን እኔ መቀየር አለብኝ መጥፎ ባህሪ ምናምን ካላቸው መጥፎ ልማድ ምናምን ካለባ ካላቸው። ወይም እኔ ልቀይራችሁ ይገባል ወይ ደግሞ ካልሆነ እነሱ ነው የሚቀይሩኝ። የሚቀይሩኝ ማለት ነው እና። እንደዛ እንዳያጋጥመኝ እኔ ደግሞ አቅሜን አውቀዋለሁ ማለቴ በጣም የሆነ ደህና ከሆኑ ለመቀየር ሰዎችን ለመቀየር እሞክራለሁ አቅሜ ከሆነ አቅሜ የሚፈቅድ ከሆነ ማለት ነው። አንዳንዶቹ ሰዎች ግን በጣም በጣም አንድ አሁን ለምሳሌ ሱስ ላይ ያሉ ሰዎች ምናምን ከሆኑ። ለራሴም ወደዛ ነገር እንዳልገባ ስለምፈራ በቃ ወይም ሞክሬ ካቃተኝ ቀስ ብዬ ነው የምርቃቸው እንደዛ አይነት ሰዎች። ለሌሎች ጓደኞቼ አላስተዋው አላስተዋውቅም በቃ። ከእኛ ጓደኝነት ጋር የሚሄድ አይነት ሰው ከሆነ ግን ለጓደኞቼ አዳዲስ የተዋወቅኳቸው ሰዎች ለጓደኞቼ ስለዛ ሰው እንዴት የት እንደሚኖር በቃ ምን አይነት ዲፓርትመንት እንደሚማር። እንዴት ማለቴ የቀጣይ ህልሙ ምናምን ሰው ከነገረኝ ራሱ እንዲ ምን አይነት ዲፓርትመንት መማር እንደሚፈልግ ቀጣይም ምን አይነት መማር እንደሚፈልግ ምናምን ስነግራቸው ጓደኞቼ እነሱም እንደኔ ያ ሰውን ለማወቅ ይጓጓሉ ማለት ነው። እና እና እንደዛ በዛ መንገድ ነው የማስታውቀው ማለት ነው። ሁሌ እንደዛ ያጋጥመኛል ሰዎችን የማስታወቅ እድልን ሁሌ ነው የሚያጋጥመኝ ማለት ነው። እኔ የሚገርመው ግን እኔ በሰዎ ሰዎችን። ለሌሎች ሌሎች ሰዎችን በሌላ ሰው ተዋውቄ ግን አላውቅም። ለምሳሌ እኔ ጓደኞቼ አሉኝ ጓደኞቼ ሌላ ሰው የነሱ ጓደኛ የሆነን አስተዋውቀውኝ አያውቁም ማለት ይቻላል ወይ ደግሞ ብዙ የማይተዋወቅ ነው። ነው የሚሆነው ወይ ደግሞ ወይም ሊያስተዋውቁኝ ምናምን አይፈልጉም ነው የሚሆነው። ምናልባትም እኮ እኔ በእነሱም መጥፎ ባህሪም ሊኖረኝ ይችላል እንደ አሁን እያልኩት እንደሆነ እያልኩት እንዳለሁት ቅድም አሁን መጥፎ ባህሪ ያለው ከጓደኞቼ ጋር አላስተዋውቅም አላልኩም። እና ምናልባትም እኔ መጥፎ ባህሪ አላት ብለው አስበው ይሆናል የማያስተዋውቁኝ ማለት ነው። እንጂ አብዛኛው ጊዜ እኔ በጓደኞቼ ሌላ ሰው ተዋውቄ። የመተዋወቅ እድል አጋጥሞኝ አያውቅም እኔ ግን ያወቅኩትን ሰው ለጓደኞቼ ራሱ አስተዋውቃለሁ የማስተዋወቅ ልማድ አለ አለኝ ብዬ። ብዬ እገምታለሁ ማለት ነው። እና እንዴት ነው የማስታውቀው ስለዛ ሰው ስለዛ ሰው አኗኗር ምናምን በመናገር ለጓደኞቼ በማውራት ማለት ነው። እንደዛ ነው የማስተዋውቃቸው እና እኔ ደግሞ ግልጽ ነኝ ማለቴ። ከጀርባ ከመናገር ይልቅ በቃ ወዲያው ሄጄ ሰውየው ያ መተዋወቅ ያለበት ሰው ወደ ጓደኞቼ አምጥቼ ምናምን ራሱን እንዲያስተዋውቅ ነው የማደርገው ማለት ነው። እንደዛ የማደረግ የማድረግ ልማድ አለብኝ ማለት ነው። እና ይሄ አሪፍ ልማድ ነው ብዬ አስባለሁ እና እቀጥልበታለው።

ጥያቄ ምንድነው የሚለው በቀን ስንት ሰዓት ስልክ ትጠቀማለህ ነው የሚለው? እኔ በቀን ስንት ሰዓት ነው ስልክ የምትጠቀመው? በቃ አስራ ስድስት ሰዓት አካባቢ ስልክ እጠቀማለሁ ማለት ነው። ግን አስራ ስድስት ሰዓት ስልክ ብጠቀምም ስምንት ሰዓት ነው የምተኛው እንቅልፌ ስምንት ሰዓት ነው የምተኛው። ግን አስራ ስድስት ሰዓት ስልኬን ብጠቀምም ለአንድ ነገር ብቻ አይደለም ለምሳሌ ለመዝናናት ምናምን አይደለም እኔ ስልኬን የምጠቀምበት ማለት ነው። እኔ ስልኬ ለብዙ ነገሮች ነው የምጠቀምበት ለምሳሌ መጽሐፍ ለማንበብ እጠቀምበታለሁ። መጽሐፍ ለማንበብ ማለት ነው የትምህርት እኔ ተማሪ ነኝ እና ሁሌ መጽሐፍ ለማንበብ ስልኬን እጠቀምበታለሁ። ለምሳሌ ለምን እጠቀምበታለሁ የቤት ስራ ምናምን ሲሰጠን ለመስራት። የሆነ ሪፈረንስ ነገር ማለቴ አሁን ስለምንማረው ነገር ነገ ለምሳሌ አንድ አዲስ ምዕራፍ የምንገባ ከሆነ ዛሬ በስልኬ ስልኬ ውስጥ ባለው መጽሐፍ መጽሐፍ አወርዳለሁ። በኢንተርኔት አድርጌ መጽሐፍቶችን አወርዳለሁ ወይ ፒዲኤፍ ወይ ሞጁል ምናምን አወርድና ከዛ በዛ አድርጌ ነገ የምማረው አይነት አርእስት ትምህርት ምናምን አጠናበታለሁ ማለት ነው። ሌላው ስልኬን የምጠቀምበት ደግሞ ለስራ ነው የምጠቀምበት። እኔ ምንድነው አንዳንዴ የመስመር ስራ እሰራለሁ እና የመስመር ስራ ስሰራ አብዛኛው ጊዜ ከላፕቶፕ ይልቅ በስልኬ ነው የምሰራው ማለት ነው። በቃ አንዳንዴ ላፕቶፔ ባትሪው ለሚያስቸግረኝ የድሮ ነው ላፕቶፔ አንድ ስምንት አመት ምናምን አድርጓል ስምንት አመት ነው ሰባት አመት ምናምን ስላደረገ ያስቸግረኛል። ባትሪው ማለት ነው እና ባትሪው ስለሚያስቸግረኝ አብዛኛው ጊዜ በስልኬ ነው የመስመር ስራ የምሰራው ማለት ነው። አሁን ራሱ ይሄ የድምጽ ቅጅ እየቀዳሁት ያለሁት በስልኬ ነው ማለት ነው። ሌላ በስልኬ ምንድነው የምጠቀምበት? አንዳንዴ የሆነ መጽሐፍ እወዳለሁ እንደ ድርሰት አይነት ማለት ነው እና በምንድነው የምጽፈው በጉግል ዶክስ ምናምን እጽፋለሁ ያሰብኩትን ወይ ደግሞ ኖትፓድ አለ እዛ ኖትፓድ ውስጥ እጽፋለሁ ማለት ነው። እንደ ድርሰት አይነት ልቦለድ ግጥም ምናምን የመሳሰሉትን እጽፋለሁ ይሄን በስልኬ ነው የምጽፈው። ሌላ ነገር ምንድነው የምጠቀምበት? አንዳንዴ ፊልም አይበታለሁ በቃ ማለቴ ስራዬ ከጨራረስኩ በኋላ ጥናቴን ምናምን ከጨራረስኩ በኋላ በስልኬ ፊልም አይበታለሁ ማለት ነው። አሁን ፊል ለማዝናናት ምናምን ነው የምጠቀምበት አንዳንዴ ደግሞ ቋንቋውን ለመማር እጠቀምበታለሁ ፊልም ማለት ነው። አሁን ለምሳሌ ኢንግሊሽ ቋንቋ የቻልኩት ፊልም በማየት ነው እንግሊዘኛ ፊልም በማየት ነው። እንግሊሽን የቻልኩት ማለት ነው። እንግሊሽ ቋንቋ አማርኛም ራሱን እንደዛው እንጂ የኔ የእናቴ ቋንቋ የሚባለው ትግርኛ ነበር አሁን ግን ትግርኛም ኢንግሊሽም አማርኛም በቃ በደንብ የሚቻል እንደ እናቴ ቋንቋ ነው የምችለው። እንዴት ነው ይሄ የቻልኩት ፊልም በማየት ነው። ይሄም በምንድነው የማደርገው በስልኬ ነው የማደርገው ማለት ነው። ሌላ ነገር ደግሞ በስልኬ የማደርገው ነገር በስልኬ ገበያ እገበያያለሁ ለምሳሌ የሆነ እቃ ምናምን መግዛት ከፈለኩኝ በስልኬ በመስመር ላይ እገዛለሁ ማለት ነው። እና ይሄን ሁሉ ስራ ስለምሰራበት በቀን ስልኬ ለአስራ ስድስት ሰዓት ራሱ እጠቀምበታለሁ ማለት ነው አንዳንዴ ቻርጅ ራሱ ምሞላው ሌሊት ስተኛ ነው ምሞላው ማለት ነው። ሌሊት ስተኛ ስምንት ሰዓት ነው የምተኛው አይደል ስምንት ሰዓት ቻርጅ ሰክቸው ምናምን እተኛለሁ ማለት ነው። አንዳንዴ ደግሞ ሰክቼው ራሱ እጠቀምበታለሁ አሁን ለምሳሌ ቻርጅ ሰክቼ ነው ይሄ የድምጽ ቅጂ እየቀዳሁ ያለሁት ማለት ነው። በቃ አማራጭ የለኝም አስራ ስድስት ሰዓት ሙሉ እጠቀምበታለሁ ማለት ነው። እንደውም ምንድነው ያሰብኩት? አሁን አስራ ስድስት ሰዓት ስልክ ስለምጠቀም ሁለት ነገር ያስፈልገኛል አንደኛ ስልኬ ባትሪ የቻርጅ እየሞላው ምናምን መጠቀም ለስልኬ ባትሪ አሪፍ አይደለም። ሁለተኛ ደግሞ ስልኬ ላይ አስራ ስድስት ሰዓት ሙሉ መጠቀም ለአይኔ አሁን ለአይኔ አሪፍ አይደለም አይኔን ያመኛል አንዳንዴ ማለት ነው እና ሁለት ነገር መፍትሄ። ለመፈለግ አስቤያለሁ። አንደኛ ለስልኬ ባትሪው እንዳይበላሽብኝ ምናምን ለነገሩ አሁን እየተበላሸ ስለሆነ ሌላ ስልክ እገዛና ሌላ ደግሞ ላፕቶፕ የተሻለ ላፕቶፕ እገዛና ከዛ በስልኬና በላፕቶፕ እያቀያየርኩኝ ስምንት ስምንት ሰዓት ለመጠቀም ነው። ሁለተኛ ደግሞ አይኔን እንዳያመኝ አይኔን አሁን አሁን እያመመኝ ስለሆነ። መነፀር የአይን መነፀር ከብርሃን ምናምን የሚከላከል የብርሃንን ጨረር የሚከላከል የአይን መነፅር ለመግዛት ነው ያሰብኩት እንጂ በቃ እኔ ሁሌ አስራ ስድስት ሰዓት ነው የምጠቀመው። በቃ አንዳንዴም አስራ ስምንት ሰዓት ልጠቀም እችላለሁ አንዳንዴ አስር ሰዓትም ልትጠቀም እችላለሁ ግን በመካከለኛ ስንት ሰዓት ነው የምትጠቀመው? አስራ ስድስት ሰዓት መቀነስ እሱን አልችልም። ምክንያቱም ስራዬ ነው ስራዬ ወይ ትምህርቴ ነው ወይ ጥናት ነው ስለዚህ እኔ በቀን እስከ አስራ ስድስት ሰዓት ስልክ እጠቀማለሁ ማለት ነው።

ጥያቄ ምንድነው የሚለው ሽራብ መስፋት ትችላለህ ወይ? ነው የሚለው ሽራብ መስፋት እኔ አዎ እችላለው ግን ሽራብ መስፋት ስል ሹራብ መስፋት አሃ አደኛው ነው መሰለኝ አልችልም እንዴት ነው ሽራብ መስፋት ሽራብ መስፋት ስንል በክር አድርገን የሚሰፋ አለ አይደል ሹራብ እሱን ነው። እኔ እሱን መስፋት አልችልም ምንድነው መስፋት የምችለው እኔ ጥልፍ ግን መስፋት እችላለሁ አሁን የሀበሻ የኢትዮጵያ የሀበሻ ልብስ አለ አይደል እሱን ነገር ጥልፍ መስራት እችላለሁ ስፌትም ያ የሀበሻ ልብስም መስፋትም እችላለሁ ስራብ ግን መስራት አልችልም ሹራብ መስፋት አልችልም ማለት ነው። እንደውም ሽራብ መስፋት በጣም ነው ደስ የሚለኝ በእጅ የተሰራ ሽረብ እንደውም አብዛኛው አብዛኞቹ የላይ ልብሶቼ ሽረቦቼ በ በሽረብ በሽራብ ማለቴ በእጄ የተሰሩ ሽራቦች ነው ያሉኝ ማለት ነው እና ሽራብ መስፋት እኔ ብችል ደስ ይለኝ ነበር። ግን አልችልም በክር አልችልም እንደማሆን ክረምት ላይ ለመለማመድ እያሰብኩ ነው ማለት ነው። እኔ በቃ ቢቻል አለም ላይ ያለው በሙሉ ችሎታ የእጅ ጥበብ የሆነ እውቀት ምናምን ብችል ባውቅ ምናምን በቃ ምኞቴ ነው ማለት ነው። እና ሽራብ መስፋት ግን እድልን ካገኘው ለመለማመድ እያሰብኩም ነበር ከዚህ በፊትም እያሰብኩ ነበር ግን እድልን አላገኘሁም ማለቴ ብዙም አይመቸኝም የሚመቸኝ ሰዓት ካለ ግን በቃ ሽራብ መስፋት ለመለማመድ በቃ ዝግጁ ነኝ ማለት ነው። እንደም ጓደኛዬ ሽረብ መስፋት ትችላለች እና ሽረብ ለራሷ የሰራችሁ አሳየችኝ እና አሁን ላይ እንትን ትምህርት እያለን ነበር ያሳየችኝ ሽራብ በራሷ ሰፍታ ለራሷ እንደሰራች ሽራብ አሳየችኝና ራሷን እንደሰራችሁም ነገረችኝ እና ምን አለችኝ ለብሬክ ማለቴ እረፍት ስንሆን አንደኛ መንፈቅ አመት ትምርት ጨርሰን ስንጨርስ ባለው እረፍት ውስጥ ባለው ሁለት ሳምንት እረፍት ነው ያለን ከዛ በዛው በሁለት ሳምንት ውስጥ ሽራብ መስፋት አስተምርሻለሁ ብላኝ ነበር። ከዛ አሁን አሁን ላይ እረፍት ነን አሁን ላይ ማለት ነው አንደኛ መንፈቅ አመት ጨርሰን አሁን ላይ እረፍት ላይ ነን የ እንትን ማለት ነው። ግን እሷ እንደ አጋጣሚ ወደ ቤተሰብ ጋ ሄደች ወደ ወላጆቿ ምናምን ሄደች እረፍት ስለሆነ ማለት ነው እኔ ደግሞ እኔ ደግሞ አሁን ላይ እየሰራው ነው ይሄ ፕሮጀክት እየሰራው ነው ሌላ ነገርም ለት አንዳንድ ቅድም ከዚህ በፊት ተናግሬ ነበር ግራፊክ ዲዛይን ምናምን እየተማርኩ ነው እና አልተመቸኝም አሁን ብትኖር ራሱ ብትኖር ወደ ወላጆቿ ቤት ባትሄድ ራሱ ላስተምርሽ ብትለኝ ራሱ ጊዜ አይኖረኝም ነበር እና ደግሞ በቃ ላስተምር አንድ ሰው ላስተምርህ ብሎ አስተምረኝ በራሴ ነው እንደው መጀመሪያ የጠየኳት ሽራብ መስፋት አስተምረኝ ምናምን እረፍት ላይ ስንሆን ታስተምረኛለሽ ስላት በቃ በደስታ እሺ አስተምርሻለሁ ምናምን ነበር ያለችኝ እና አሁን እንኳንም ሄደች ወደ ወላጆቿ ቤት እንኳንም ሄደች ምክንያቱም አሁን ላስተምርሽ ስትለኝ አይ በቃ ስራ አለኝ አይመቸኝም ምናምን ስላት ይደብራት ነበር በራሴ አስተምረኝ ብዬያት በራሴ ደግሞ አይ ስራ አለኝ ምናምን ስላት ይደብራት ነበር ማለት ነው እንደውም ባለፈው በስልክ ስናወራ እያነገርኳት ነበር። ሽራብ በመስፋት እኮ አስተምርሽ አስተምርሻለሁ ብለሽ ነበር እና የት አለ መቼ ነው የምታስተምሪ ምናምን ብዬ እየቀለድኩ ጠየኳትና ወይኔ ይቅርታ ስመጣ በቃ አስተምርሻለሁ ምናምን አለችኝ ግን አያውቄ ነው እኔም ስራ ላይ ነኝ ቢዚ ነኝ እንደማሆን አይመቸኝም እና በቃ ቀስ ብለን ወይም ክረምት ላይ ምናምን ታስተምሪኛለሽ አልኳት ማለት ነው እና ሽራብ መስፋት ግን እኔ ብችል አሁን ብችል ኖሮ በጣም ደስ ይለኝ ነበር ቀስ ቀስ እያልኩ ትንሽ ትንሽ እያደረኩኝ እሰፋ ነበር አንዳንድ ሹራብ ለራሴም ለሌላ ሰውም ለምወዳቸው ሰዎች ደግሞ እኔ በእጄ የተሰራ ነገር በራሴ የሰራሁት ከተገዛ ይልቅ አሁን የሆነ እቃ ገዝቼ ስጦታ ከመስጠት ከመስጠት ይልቅ በራሴ በእጄ የሰራሁት ነገር ለምወደቸው ለምወዳቸው ሰዎች እንደዛ ስጦታ ብትሰጣቸው ነው ደስ የሚለኝ። ለምሳሌ አሁን እኔ ሽራብ መስፋት ከቻልኩኝ የመጀመሪያ ምሰፋው ሽራብ መጀመሪያ የምሰፋው ሽራብ ለራሴ ነው የማረገው። ምክንያቱም ለአባላሽው ስለምችል ማለት ነው ቆንጆ ለሆን ስለምትችል በጣም ወይም ለራሴን የማደርገው ወይም ቤት ማጽዳ ነው የሚሆነው። በቀጣይ መሰራው ሽራብ ግን በደንብ ስችል የመጀመሪያ የሚያምር ሽራብ ከሆነ ለእናቴ ነው ስጦታ ለመስጠት ያሰብኩት ማለት ነው። እናቴ ደግሞ በእጄ የተሰራ ሽራብ በጣም ነው ደስ የምላት። በእጄ የተሰፋ ሽራብ በጣም ነው ደስ የምትላትና እሱን ነገር ሰርቼ ችዬ ምናምን ስጦታ ለልደቷ ለመስጠት እንደውም እያሰብኩ ነው ሆን ብዬ ነው እንደውም ሽራብ መስፋት የምለማመደው። ለእናቴ ስጦታ ለመስጠት ስል ማለት ነው። ምክንያቱም እናቴ በጄ የተሰራ ነገር በጣም ደስ ለሚላት ሹራብ ሰፍቼ እሰጣታለው።

ጥያቄ ምንድነው ሚለው ጥፍርህን ትቆርጣለህ ወይ ነው ሚለው? እኔ አዎ ጥፍሬን በደንብ ነው ምቆርጠው። እንዴት ነው ምቆርጠው ግን ሳይታወቀኝ ጥፍር መቁረጫ ምናምን ሳልጠቀም ነው እንደውም ምቆርጠው ደግሞ ጥፍሬ በጣም አጭር ነው በጣም አጭር ነው ማለት ነው ጥፍር ምንም የለኝም ማለት ይቻላል። ገና ማደግ ሲጀምር ረስቼው ምናምን በጥርሴ እቆርጠዋለሁ ማለት ነው። ግን በቃ ይሄ ነገር ትክክል እንዳልሆነ አውቃለሁ ግን። አይዟችሁ ጥፍሬ ያን ያህል አይቆሽሽም። ማለቴ ሁሌ ስለምታጠብ ጥፍሬ እጄ በደንብ ስለምታጠብ ቆሻሻ ምናምን አይሰበስብምና ረስቼው ወደአፌ አስገባዋለሁ እጄ ማለት ነው ከዛ እቆርጠዋለሁ ጥፍሬን በጥርሴ ነው። እንደውም የምቆርጠው እንደውም ጓደኛዬ አለች ምንድነው ያለችኝ ባለፈው አንቺ ምንድነው ጥፍር የለሽም ግን ጥፍርሽ ስትቆርጪ አይቼሽ አላውቅም ምናምን አለችኝ እና በጥፍ በጥርሴ እንደምቆርጠው አላወቀችም ማለት ነው። እና አይ እኔ እኮ ረስቼው ረሳውና በጥርሴ ነው የምቆርጠው ምናምን አልኳት። ከዛ ሳቀች በጣም ግን እንዴት ነው በጥርስሽ የምትቆርጭው ጠንከ የሆነ ጠንካራ አይደለም እንዴ ደረቅ እኮ ነው በጣም እንዴት ነው ምትችይው ምናምን ስትለኝ? አይ የእኔ ጥፍር እንዳንቺ ደረቅ አይደለም የኔ በጣም ለስላሳ ነው ምናምን አልኳት ማለት ነው። ስቀልድ ግን እኔ የኔ ጥፍር እውነትም የሆነ በቃ ጠንካራ አይደለም ቶሎ ነው የሚሰበረው ራሱ አሁን ልብስ ምናምን ካጠብኩ በእጄ ነው የማጥበው ልብስ እና ቶሎ ነው በቃ ቶሎ ይሰበራል ማለት ነው በጣም ለስላሳ ነው። በአንዱ ጥፍሬ ራሱ በአንዱ እጄ አድርጌ የአንዱ ጥፍሬ በጥፍሬ በራሱ በጥፍሮቼ አድርጌ ራሱ ጥፍሮቼን እቆርጣለሁ ማለት ነው በጣም ለስላሳ ነው የኔ ጥፍር ማለት ነው። የሆነ ጊዜ ላይ ጥፍሬን ማስረዘም ፈልጌ ጓደኞቼ ምናምን እናስረዝመው ተባባልን እና ከዛ ጥፍራችን ለማስረዘም ተስማማን ከዛ የሌሎች ጓደኞቼ ጥፍር አደገ የእኔ ግን ለስላሳ ስለሆነ ልብስ ሳጥብ ምናምን ይሰበራል ማለት ነው። ከዛ በቃ የኔ ጥፍር ለማደግ እንደማይመች ሲገባኝ በቃ መቁረጥ ምናምን ጀመርኩ ማለት ነው በቃ ሳላስበው ነው ጥፍሬ የሚቆረጠው በራሱ ሚቆረጠው ማለት ነው። እና የኔ ጥፍሬን አው እቆርጣለሁ አላስረዝምም ማለት ነው። የሆነ ዝግጅት ምናምን ሲኖር ሲኖር ራሱ ጥፍር ያ የሚገዛው አለ አይደል ጥፍር የሚጠብቀው ጥፍር ላይ እና እሱን ያ አርተፊሻል ጥፍር ማለት ነው እሱ ራሱ እኔ አልጠቀምም ማለቴ ደስ አይለኝም። እሱን ወይ ጥፍሬ ሆን ብዬ ተጠንቅቄ ምናምን ማስረዘም ነው ያለብኝ ብዬ ነው የማስበው እንጂ ያ ጥፍር መጠቀም ደስ አይለኝም እውነት ደስ አይለኝም ደግሞ ውበት ይጨምራል ብዬ አላስብም። እስካሁን ለምን ጥፍር ጥፍር ያ አርተፊሻል ጥፍር እንደሚያደርጉ አይገባኝም ምክንያቱም ምንድነው የሚጨምረው እሺ አሁን ለውበት ምንድነው የሚጨምረው? አንደኛ ነገር ውበት የሚባለው ሁለት ነገር ነው የሚያጠቃልለው አንደኛ ውስጣዊ ውበት የሚባል አለ ደጋዊ ውበት የሚባልም አለ ውጫዊ ውበት ውስጣዊና ውጫዊ ውበት የሚባል አለ ስለዚህ ያ ውስጥ አንደኛ አንድ ሰው ውብ ነው ለማለት ለኔ ውስጣዊ ብቻ በቂ ነው ብዬ አስባለሁ። ጥቅሙ እሺ ውጫዊም ውጫዊም ያስፈልጋል ብንል ራሱ እንኳን አሁን ውጫዊ ጥፍር ምንድነው የሚጨምረው ለውጫዊ ውበት ጥፍር ምንድነው የሚጨምረው? ቆይ ምንም ይጨምራል ብዬ አላስብም ለዛም ነው ጥፍሬን ማላማላስረዝም ማላስረዝመው ማለት ነው። አንዳንዴ ግን ማለቴ በቃ ሁሉም ሰው አድርጎት ስታይ በቃ ለምን አላደርግም ምናምን ማለቴ ከሰዎች ጋር አንድ ለመሆን ያክል ነው እንጂ ማለት የሆነ ለየት ስትል ሰውም የሚያስብህ ሌላ አድርገው ነው አሁን ለምሳሌ እኔ ጥፍሬን አላስረዝምም ምናምን ስል እኔ እኮ በቃ መርዘም እምቢ ስላለኝ ነው የማላስረዝመው እንጂ ቢረዝም ባይረዝም ለኔ ለውጥ የለውም። አሁን ጥፍሬ ረዘመ አልረዘመ ለኔ ለውጥ ላይኖረው ይችላል። ግን አሁን ጓደኞቼ ምናምን እኔ የሚያውቁኝ ሰዎች ምንድነው የሚሉን? ቤተክርስቲያን ሰንበት ትምህርት ቤት እማራለሁ እና የቤተክርስቲያን ተማሪ ስለሆንሽ ነው ጥፍርሽን የማታስረዝሚው ምናምን ይሉኛል ማለት ነው። እጥፍርም አርተፊሻል ጥፍርም ራሱ እንደማልጠቅም ከዚህ በፊት ገልጬው ነበር እና አርተፊሻልም አትጠቀሚም የራስሽ ጥፍርም አታስረዝሚውም የሰንበት የሰንበት ትምህርት ቤት አባል ስለሆንሽ ነው በቤተክርስቲያን ስለማይፈቀድ ነው ምናምን ይሉኛል። እውነቱን ለመናገር ለዛ ብዬ ባደርገው ኖሮ ጥሩ ነበር ማለቴ በቤተክርስቲያን ስለማይፈቀድ ነው ጥፍሬን የምቆርጠው ብል አሪፍ ነበር እንደዛም ብቆርጠው አሪፍ ነበር። ግን እኔ ስለማይፈቀድ አይደለም የማልቆርጠው የምቆርጠው ማለት ነው ጥፍሬ በቃ ማደግ እንቢ ስለሚለኝ ነው ማለቴ ጥፍሬ በጣም ለስላሳ ነው። እና በቃ በራሱ አንዳንዴ በራሱ ይሰበራል አንዳንዴ ደግሞ በራሱ ይቆረጣል ማለት ነው። አንዳንዴ ደግሞ ረስቼው አፌ ውስጥ አስገባውና በጥርሴ እቆርጠዋለሁ። በቃ ምንም ማድረግ አልችልም በቃ ለምዶብኝ አሁን እንደዛ ነው ጥፍሬ አጭር ነው በጣም አጭር ነው ማለት ነው። ጥፍር የለኝም ማለትም ይቻላል የምር የኔ ጥፍር አይረዝምም እቆርጠዋለሁ

ጥያቄ ምንድነው የሚለው የቅጥር ሂደት የቅጥር ሂደት እንዴት ነው ነው የሚለው? አገራችን ውስጥ የቅጥር ሂደት እንዴት ነው የሚከተለው እንዴት ነው የሚሆነው? አንድ አብዛኛው ጊዜ የመስሪያ ቤት ምናምን ነው የሚቆጥሩት እንዲህ የቅጥር ሂደት የሚኖረው እና እንዴት ነው አንድ ተመራቂ አንድ የተመረቀ በባችለር ምናምን በዲግሪ የተመረቀ ሰው ምንድነው የሚያደርገው መጀመሪያ የስራ ማስታወቂያ ይወጣል። ከዛ የስራ ማስታወቂያ ከወጣ በኋላ የተመራቂው ዲግሪ ምናምን ያለው ሰው ማስተርም ሊሆን ይችላል ግን ማስተር አብዛኛው ጊዜ ብዙ ጊዜ ስራ ፈልገው እንደዛ እንደ ዲግሪ ያለው ሰው ብዙ ጊዜ ስራ በመፈለግ ላይ አይንከራተቱም። ማሰተር ያላቸው ሰዎች ማለት ነው። ሀገራችን ላይ እውነትም የስራ እጦት በጣም ነው ያለው ማለት የስራ ማጣትን ይታይባቸዋል ብዙ ወጣቶች በዲግሪ ተመርቀው ምናምን ቁጭ የሚሉበት አጋጣሚ አለ። እና እንዴት ነው የሚያደርጉት? በዲግሪ የተመረቁ ሰዎች ማለት ነው መጀመሪያ የስራ ማስታወቂያ ሲወጣ አይቶ ምናምን ማለት ነው። መጀመሪያ ምንድነው የሚያደርጉት አፕሊ እንትን ደብዳቤ ይጽፋሉ ማለት ነው ስራውን እንደሚፈልጉት ምናምን ስራው እንደሚፈልጉት ምናምን ለመስሪያ ቤቱ ያስገባሉ ማለት ነው። የስራ ደብዳቤ ከዛ ስራውን እንደምፈልጉ ካስገቡ በኋላ ብዙ ሰዎች ነው እንደዛ የሚያመለክቱት ማለት ነው። ከዛ ካመለከቱ በኋላ ስራው ላይ ማለት ነው የስራ ደብዳቤ ምናምን ከጻፉ በኋላ ምንድነው የሚደረገው? ፈተና አለም የመግቢያ ፈተና ወደ ስራው የመግቢያ ፈተና አለ። እና በዚህ ቀን እንጥራቸዋለን ምናምን ይሉ ይላሉ እነዛ መስሪያ ቤት የሚቆጥሩት ሰዎች ማለት ነው። እና ከዛ እነዛ የሚቀጥሩት ሰዎች ማለት የፈተናው ጊዜ ሲደርስ ፈትነው አወዳድረው ነው። አብዛኞቹ አብዛኞቹ መስሪያ ቤቶች የሚቀጥሩት አወዳድረው ምናምን ነው ማለት ነው። እና የውድድር ቀኑ ሲደርስ ለነዛ ላመለከቱት ሰዎች ለስላፈር ለስላ ለስራ ፈላጊዎቹን ይደወልላቸውና ስራው ላይ እንዲወዳደሩ ይጠራሉ ማለት ነው። ከዛ ስራው ላይ ለምሳሌ አሁን አንድ ሁለት መቶ ተወዳዳሪ ወደ ስራው ስራው ለአንድ ስራ ለምሳሌ ሁለት መቶ ተወ ቢወዳደር እና የሚፈልጉት ደግሞ መስሪያ ቤቱ ሃምሳ ሰው ቢሆን የተሻለ የሰራ የተሻለ ውጤት ምናምን ያመጣ ሰው ይቀጠራል ማለት ነው። ግን ውጤት ብቻ አይደለም ኢንተርቪውም ይደረጋል ማለቴ ቃለመጠየቅም ይደረጋል እና። ቃለመጠየቁ አሁን መጀመሪያ ምንድነው የሚደረገው ሀገራችን ውስጥ አብዛኛው ጊዜ ማለት ነው የሆነ ፈተና። ስለተማርከው አይነት ዲፓርትመንት ስለስራው ምናምን የተመለከተ የሆነ ጥያቄ። ይፈትናሉ እነዛ የሚቀጥሩት ማለት ነው። ከዛ ጥያቄው ካለፈው ለምሳሌ አንድ መቶ ተማሪ መቶ ሰራተኛ አይደለም ተሳትቼ ነው መቶ ሰራተኛ ያመለከተ መቶ ሰራተኛ ካለፈ። ካለፈው በኋላ ሞቶ ያሳልፋሉ ከዛ ግን የሚፈልጉት ሃምሳ ሰው ነው። ከዛ ሃምሳ ሰራተኛ ነው የሚፈልጉት። ከዛ ሃምሳዎቹ ደግሞ መቼ ነው የሚወጥቁት? መቼ ነው ሀምሳዎቹ ወድቆ ሀምሳዎቹ ሚያልፉት መቼ ነው? በ ኢንት በቃለ መጠየቅ ጊዜ ማለት ነው ቃለ መጠየቁ የሚያደርጉት እነዛ የሚቆጥሩት ናቸው። ከዛ ቃል መጠየቁ ላይ አሪፍ ካል ካልሰሩ የሚቆጠሩት ሰዎች ማለት ነው። በቃ ምንም ያህል በቃ ሁሉንም ደፍነው ሁሉንም ኤክስ ኋላ ካልገባቸው ከዛ በፊት ከተፈተኑት ፈተና። መቶ ከመቶ ራሱ አምጥቶ ያ ቃል መጠየቁ ካላለፉ ማለት ለአሰሪዎቻቸው ለነዛ የሚቆጥሩት ማሳመን ካልቻሉ ይወድቃሉ ማለት ነው። እና በዚህ ነው የቅጥር ሂደት የሚደረገው ማለት ነው። አብዛኛው ጊዜ አንዳንዴ ግን ምንድነው የሚታየው ሀገራችን ውስጥ ማለት ነው ሌላ ሀገርም ይታያል እንደውም አፍሪካ ሀገሮች በዛ ነው ሁሌ የሚወቀሱት። ምንድነው የሚታየው የቅጥር ሂደት እንዴት ነው የሚሆነው በቤተሰብ በትውውቅ ምናምን ይሆናል ማለት ነው። ለምሳሌ አንድ መስሪያ ቤት ውስጥ ለምሳሌ አንድ ሁለት ምናምን ሰዎች ለስራ አስፈላ ካስፈለጉ ለ ሁለት ሰዎች እንቀጥራለን ምናምን ብለው ካሰቡ ማስታወቂያ ምናምን ካወጡ ቢያምኑ ማለት አንድ እዛ ሀላፊ ምናምን የሆነ ሰው ካለ ቤተሰቦቹ ምናምን የሚያውቃቸው ዘመዶቹ ምናምን በዛ ትምህርት የተማሩ ሊሆኑ ይችላሉ ምንም እውቀቱ ራሱ የሌላቸው ሊሆን ይችላሉ። እና እነሱን እሱም ስላው ስለሚያውቀው ስለሚያውቃቸው ብቻ ይቀጥራቸዋል ማለት ነው። ደግሞ በጣም የሚያናድደው ነገር ደግሞ ማን ሰው እንደሚቀጥሉሩ እያወቁ ለሌሎች ማስታወቂያ አውጥተው እንዲወዳደሩ ስራው ላይ እንዲወዳደሩ ምናምን ያደርጓቸዋል ማለት ነው። እና ይሄ ነገር በጣም ነው የሚያስጠላው። እኔ አገራችን ላይ በጣም የሚያስጠላኝ ነገር ካለ ይሄ ነው። በቃ ለምን ያወጡታል የስራ ማስታወቂያው ራሱ ለምን አይተውትም እንደዛ የሚያደርጉ ከሆነ ነው? እና የስራ የቅጥር ሂደት ትክክለኛው ግን ቅድም መጀመሪያ ላይ እንደገለጽኩት ነው በዛ መንገድ ነው የሚቀጥሩት

ጥያቄው ምንድነው የሚለው አቧራ ችግር ይፈጥርብሃል ነው የሚለው እና እኔ አቧራ ያን ያህል ችግሬ አይፈጥርብኝም ማለቴ አዎ ችግር አለው አንዳንዴ አባራው ችግር አለው ግን ይሄን ያህል እስከሚያሳስብ ማለቴ አሳሳቢ ሁኔታ ላይ አልደረሰም አቧራው ይሄን ያህል ችግር አይፈጥርብኝም እንዴት ነው አሁን ችግር የሚፈጥርብኝ ሁኔታዎች ግን አሉ ለምሳሌ አሁን ልብስ ሳጥብ ልብስ አጥቤ ምናምን ሳሰጣ አቧራ ሲኖር የሆነ ልብሴ እንዳልታጠበ ማለቴ እንደ አዲስ ነው የማጥበው ማለት ነው ይቆሽሽብኛል እና የዛን ሰዓት አቧራ ችግር ይፈጥርብኛል ሁለተኛ ደግሞ መቸ መቼ ነው ችግር የምፈጥርብኝ አንዳንዴ ስሄድ መንገድ ላይ አሁን መንገድ ላይ ስሄድ ጫማዬ ይቆሽሻል፤ ልብስ ልብሴም ይቆሽሻል አቧራ ሲሆን ማለት ነው እና ይሄን ሲሆን በጣም ነው የሚደብረኝ የምር ማለቴ አሁን ጫማዬ ማጠብ ምናምን እንዴት እንደሚደብረኝ ማለት ነው ጫማዬ በራሴ ነው የማጥበው ማለቴ ጫማ ጠራጊ ቤት ወስጄ ምናምን አላስጠርግም አብዛኛው ጊዜ ጫማዬን በራሴ ነው የማጥበው እና አሁን አባውራ ሲሆን ጫማዬ ቶሎ ነው የሚቆሽሸው አንዳንዴ ራሱ ነጭ ጫማ ላደርግ እፈልግና አቧራ ነው ምናምን ብዬ እተወዋለሁ ማለት ነው ሳላደርግ እቀራለሁ የሆነ ጥቁር ነገር አደርጋለሁ ማለት ነው ምክንያቱም አቧራ ሲሆን ማኳን ለማጽዳት ስለሚያስቸግረኝ ማለት ነው እና አቧራ ሲሆን ትንሽ ችግር ይፈጥሩብኛል ትንሽ ነው ግን ይሄን ያህል ግን ለምሳሌ እንደ ትልቅ ነገር ግን አይደለም ማለት ነው አሁን አሁን እንደ አንዳንድ ነፍሳት አይደለም ከነከሱን እንታመማለን ምናምን አይደል እንደዛ ያን ያህል ህመም ምናምን አያመጣብኝም ያን ያህል አያስቸግረኝም ግን የራሱ የሆነ ችግር ደግሞ አለው ማለት ነው የራሱ የሆነ ተጽዕኖ አለው እና እንዴት ነው ተጽዕኖ ደግሞ እየገለጽኩት እንደነበር ለምሳሌ አሁን ልብስ ሳጥብ መንገድ ላይ ስሄድ ጫማዬ ቶሎ ነው የሚቆሽሸው ማለት ነው ልብሶቼ ራሱ ዝም ብዬ አድርጌያቸው ራሱ ከታች ታች በቃ አቧራ ይሆናሉ ማለት ነው እና ይሄ የአቧራ ችግር እንዲቀረፍልን እንደውም መንግስት መሰረተ ልማት ማስፋፋት አለበት ብዬ አስባለሁ ማለቴ አስፓልት ምናምን መሰራት አለበት እንደዛ አቧራ የሚሆን አለ አይደል አሁን አፈር ምናምን አካባቢ የበዛባቸው እነሱን አስፋልት ቢሰሩ አሪፍ ነው ብዬ አስባለሁ ምክንያቱም አቧራ ሲሆን ብዙ ነገር ነው እንትን እያደረግን ያለነው ለምሳሌ አሁን ልብሳችን በሳምንት ለአንድ ሳምንት ለምሳሌ ሁለት ልብስ የምንለብስ ከነበር አቧራ ሲሆን ግን ቶሎ ከቆሸሸ በየቀኑም ሌላ ልብስ መቀየር አለብን ማለት ነው ስለዚህ በየቀኑ ከቀየርን ደግሞ የግድ መታጠብ አለበት አይደል ልብሱ ልብሱን ለማጠብ ደግሞ ጊዜያችን ልብሱን እያጠብን ደግሞ ጊዜያችንን እናቃጥላለን ማለት ነው ስለዚህ ይሄ ለስራችን ላይ ተጽዕኖ ያሳድራል አሁን ስኬታማ እንዳንሆን ራሱ ሊያደርገን ይችላል ስለዚህ አቧራ አቧራ ያለባቸው ካባቢዎች ማለትም አስፋልት ምናምን ያልተሰረባቸውም ቢሰራ ቢሰራልን አሪፍ ነበር እንደውም ኢትዮጵያ ውስጥ ሁሉንም ቦታዎች አስፋልት ምናምን አልገባበትም እንደውም አስፋልት የገባበት አካባቢ መቆጣጠር ይችላል እና አብዛኛው አካባቢ አፈር ነው እና አቧራ በጣም ነው የሚያስቸግረው ማለት ነው እና አቧራ አንዳንዴ ልብስ ራሱ አጥበን እኮ አስጥተን አባራ ነው የሚሆነው እሺ እሱ ችግር የለውም የቤታችን ቤታችን አባራ እንዳይሆን እንትን ማሰራት እንችላለን አሁን የቤታችን ግቢ ላይ ሰራሚክ ምናምን ልናደርገው እንችላለን ግን ግን ከውጪ አንዳንዴ በር ተዘግቶ ራሱ እኮ በራችን በራችን ከበራችን ወጥተን አፈር ምናምን ከሆነ ከውጭም ከላይ ንፋስ ምናምን ሲሆን አቧራ ወደ ውስጥ ቤት ይገባል እና አቧራ መንግስት የሆነ አስፋልት ምናምን ያልተሰራባቸው አካባቢዎች መስራት አለበት ብዬ አስባለሁ ደግሞ አንዳንዴ ውስጥ ቤት ቤት ውስጥም ያስቸግራል አቧራ ማለት ነው እንዴት ነው አሁን ቤት አጸዳድቼ ምናምን መስኮት ስከፍት ወይ ደግሞ በሩን ከከፈትኩት ንፋስ ሲሆን ከውጪ አቧራ ይገባል ወደ ቤት ማለት ነው እና በድጋሚ ማጽዳት አለብኝ ማለት ነው እና የምርም አዎ ያስቸግራል ችግር እየፈጠረብን ነው ምክንያቱም ጊዜያችንን እንድናቃጥል እያደረገን ነው ምክንያቱም አሁን ሌላ ስራ መስራት የነበረብን ነገር ቤት በማጽዳት በተደጋጋሚ ቤት እንድናጸዳ ስለሚያደርገን አቧራ መኖሩ ሌላ ስራ እንዳንሰራ እንቅፋት እየሆነብን ነው ብዬ አስባለሁ እና ይሄን ያህል ወደ ህመም ምናምን ባይዳርግም ባይዳርገኝም እንኳን እንደ እንደ ግሌ ግን ጊዜን እያቃጠለብኝ ነው ብዬ አስባለሁ አንዳንዴ ራሱ እኮ ጉንፋኑም ያስይዘኛል አቧራ ሲኖር አሁን ያ ጉንፋን ምናምንም ሊይዘኝ ይችላል ማለት ነው ስለዚህ አቧራ ትንሽ ትንሽ ያስቸግራል ማለት ነው።

ጥያቄው ምንድነው የሚለው የጫማህ ቁጥር ስንት ነው ነው የሚለው? የሚገርመው ነገር ማለት ነው። ይሄ መጀመሪያ ሳውንድ ማለቴ የድምጽ መቅዳት ከመጀመሬ በፊት። ጥያቄው ሳነበው የጫማዬ ቁጥር ነው ያየሁት ረስቼው ነበር። እና የጫማዬ ቁጥር ስንት ነው? ሰላሳ ስድስት ነው እኔ ሰላሳ ስድስት ነው የማደርገው ጫማ ማለት ነው። እና ቁመቴ አጭር ስለሆንኩ መሰለኝ ጫማዬም ትንሽ የሆነው። ሰላሳ ስድስት ቁጥር ነው እና እኔ ጫማ ሲሰፋብኝም ሲጠበኝም አልወድም እውነቱን ለመናገር ማለት ነው። በቃ አንዳንዴ ሰላሳ ስድስት ቁጥር ሆኖ ጫማዬ። ማለቴ ሰላሳ ስድስት ሆኖ ሌላ ጫማ ልገዛ ስፈልግ። ቁጥሩ ሰላሳ ስድስት ነው የሚለው ግን ወይ በጣም ትንሽ ነው። አንዳንዴ ደግሞ በጣም ትልቅ ነው። እና በጣም ነው ግራ የሚገባኝ አንዳንዴ ማለት ነው። ስለካው ወይ ይሰፋብኛል ወይ ደግሞ በጣም ይጠበኛል። እና የጫማዬ ቁጥር ቁጥር ሰላሳ ስድስት ነው ማለት ነው። ከዛ አንዳንዴ ደግሞ እናቴ ጫማ ትገዛልኛለች ማለቴ እሷ እኔ ሳልሄድ ወደ ወደ ወደ ቦታው። ወደ ገበያ ምናምን እናቴ ገዝታ ታመጣልኛለች አብዛኛው ጊዜ ግን እናቴ የምትገዛው አይነት በቃ ሰላሳ ሰባትም ገዝታልኝ ታውቃለች። አንዳንዴ ማለት ነው አንዳንዴም ሰላሳ አምስት ምናምን። ማለቴ በአይኗ ራሱ እንትን ታደርገዋለች ታመጣጥናለች እናቴ ማለት ነው። እና ይበቃኛል እሷ የምትገዛው ሳለካው ምናምን ይበቃኛል ማለት ነው። አንዳንዴ ራሱ ምን አደርጋለሁ። እዛ እሄድና ጫማ የሚሸጥበት ቦታ ከዛ ለክቼ ምናምን ይበቃኛል ምናምን ብዬ ይዤ እመጣለሁ። ጫማ ከዛ እቤት ስለካው ወይ ይሰፋብኛል ወይ ደግሞ ይጠበኛል። እና ምንድነው የምትለኝ እናቴ እግርሽ ረስተሽው ነው እንዴ? የምትሄጂው ምንድነው ምናምን ብላ ትቆጣለች ማለት ነው። አብዛኛው ጊዜ ግን እንደዛ የሚያጋጥመኝ። እንዴት ነው? ባለሱቆቹ ጫማ የሚሸጡት ገና ሳትለካው በቃ በቃ በቃሽ በቃሽ እኮ ልክሽ ነው ይሄ ጫማ ልክሽ ነው ምናምን ብለው እንዲሸጥላቸው። ገና ሳት በደንብ ሳትለካው ሳታየው ምናምን። ቶሎ ቶሎ ያደርጉና በቃ ልክሽ ነው በቃ በጣም ነው ያማረብሽ ምናምን ይልና ከዛ እንድትገዛ እንድትገዛቸው ያደርጋሉ ማለት ነው። እና ሁለቴ ከሁለቴ ወይም ሶስቴ እንደዛ አጋጥሞኛል። ሱቁ ጫማ የሚሸጥበት ቦታ ጫማው ለክቼው በቃ ልኬ ነው ብዬ እቤት እቤት ሳየው። አንዴ በጣም ነበር የሰፋብኝ። ለምን በምን ለምንድነው? እንደገዛሁት ራሱ ግራ ነገ ነው የገባኝ ማለት ነው። በቃ ስለካው እንደውም ሰላሳ ሰባት ቁጥር ነበር የዛኔ የገዛሁት ጫማ። ከዛ ድፍን ጫማ ሲሆን በጣም ነው የሚያስቸግረው ለዛ ነገር ማለት ነው። እና ስለካው ቤት በጣም ነበር የሰፋብኝ። ከዛ በቃ መለስኩት ማለት ነው እናቴ ቀየረችው ሄዳ አስቀየረችው ያ ጫማ ማለት ነው። ዘጠነኛ ክፍል ነበርኩኝ የዛኔ የሚገርምክ ነገር ዘጠነኛ ክፍል እያለሁም ሰላሳ ስድስት ነበር ቁጥሬ አሁንም ራሱ ሰላሳ ስድስት ቁጥር ነው የማደርገው ማለት ነው። ከዛ ቀየረችውና ልኬ የሚሆን ጫማ በሰላሳ ስድስት ቁጥር ሌላ ጫማ ገዝታ አመጣችልኝ ማለት ነው። ምንድነው ቅድም እንዳልኩት አሁን አሁን የሆነ ነጠላ ጫማ ምናምን ሲሆን በቃ ትንሽ ቢሰፋም ችግር የለውም። ሲጠብ ነው የሚያስቸግረው እንጂ ነጠላ ጫማ ከሰፋ ለኔ ኖርማል ነው ማለቴ። የተለመደ ነገር ነው አደርጋለሁ የሰፋብኝ ነጠላ ጫማ ምናምን አደርጋለሁ። ምንድነው ችግሩን ድፍን ጫማ ሲሆን ነው ድፍን ጫማ አሁን ከሰፋ በጣም ነው የሚያስቸግረው ለመሄድ ምናምን። አካሄዴን ራሱ ነው የሚቀይረው ማለት ነው። እንደውም አሁን አንድ ትንሽ የሰፋብኝ። ድፍን ጫማ አለ አሁን ማለት ነው ሰላሳ ስድስት ቁጥር እኮ ነው ግን ትንሽ ሰፋብኝ ማለት ነው። ከዛ ሳደርገው መሄድ አካሄዴ ራሱ ይቀይረዋል በቃ እንዴትም ብዬ ሳስረው ያ ማሰሪያው። በጣም በጣም አስጠም በጣም ሰጠም አድርጌ እንትን አደርገውና አስረዋለሁ ግን እንደዛም ሆኖ ትንሽ ስለሰፋብኝ አካሄዴን ራሱ ይቀይረዋል ማለት ነው። እና ድፍን ጫማ ላይ ነው የሚያስቸግረው ልክህን ጫማ ማግኘት ማለት ነው። አንዳንድ ደግሞ አሁን ያ የሰፋብኝ ጫማ ሰላሳ ስድስት ቁጥር ነው። ሌላ አለ ሰላሳ ስድስት ቁጥር ድፍን ጫማ ማለት ነው እሱ ደግሞ ትንሽ ይጠበኛል ማለት ነው። በጣም ነው የገረመኝ። እና በቃ የግድ የቁጥር ጫማ ለምሳሌ እኔ ሰላሳ ስድስት ቁጥር በቃ ሰላሳ ስድስት ቁጥር ነው። የሚበቃኝ እሱን ቁጥር ሁሌ ይበቃኛል ማለት አይደለም አንዳንዴ። ሳይዙ ትንሽ የሆነ መጠኑም ምናምን ትንሽ ተደርጎ የሚሰራ አለ ተለቅ ተደርጎ የሚሰራ አለ ስለዚህ የግድ የጫማ ቁጥር። አስፈላጊ ነው ብዬ አላስብም። እና የኔ የጫማ ቁጥር ግን ቅድም እየገለጽኩት እንደቆየሁ ሰላሳ ስድስት ነው የማደርገው ማለት ነው። አንዳንዴ ግን ሰላሳ ሰባትም ማረግበት ጊዜ አለ። ሰላሳ አምስትም እንደሁኔታው ማለት ነው። እና በዛ

ጥያቄው ምንድነው የሚለው በልጅነትህ የምትወደው ጨዋታ ምን ነበር ነው? የሚለው እኔ በልጅነቴ የምወደው የነበረው ጨዋታ ምንድነው እንትን ነው። ገመድ መዝለል ነው ገመድ ገመድ ዝላይ የሚባል ጨዋታ ነበር እሱን ነው በጣም የምወደው ማለት ነው። ግን አንደኛ ምወደው ግን እሱን አይደለም እንደውም አንደኛ ምወደው። መሃል መሃል የሚባል ጨዋታ አለ በኳስ ነው የሚጫወቱት። በኳስ ነው የምን ነበር የምንጫወተው እና መሃል ነው የሚባለው። እንዴት ነው የሚጫወተው? አሁን ለምሳሌ ሶስት ሰው ምናምን ከሆን ከሶስት በላይ ከሆንን ነው የሚቻለው እንጂ ከሶስት በታች ሰዎች አይቻልም። ከዛ ከሶስት በላይ ከሆነ ግን አራት ምናምን ግን ይቻላል ማለት ነው። እና እንዴት ነበር የምንጫወተው? አንድ ሰው ሁለት ሁለት ኳስ ያቀብላሉ ማለት ነው አንዱ ደግሞ ከመሃል ይገባ እና ወደዛ ወደ ማለቴ እየሮጠ ምናምን በመሃል ላይ ይጫወታል ማለት ነው። መሃል ላይ ሆኖ ማለት ነው ከዛም ኳሷ ከመታችሁ ያ ጨዋታው ተሸነፈ ማለት ነው። ወደ ሌላ ዙር ይሄዳል ማለት ነው ወደ ሌሎቹ ያልተጫወቱትን ይጫወታል ማለት ነው። ግን ኳሷ እስከምትመታው ድረስ ይሮ እየተሯሯጠ ይጫወታል ማለት ነው። እኔ እሱ ነበር የምወደው ጨዋታ ማለት ነው። ሌላ በልጅነቴ በጣም የምወደው ጨዋታ ምን ነበር? ቤት ቤት ማለቴ የሆነ የቤት እቃ አዘጋጅተን ምናምን የምንጫወተው ነበር አይደል እሱን ነገር ልጆችም ይጫወቱታል አይደል? አሁን የቤት ቤት ማለቴ ለምሳሌ የቤት እቃ ምናምን ተደርጎ ማለት የቤት እቃ ሳይሆን በቃ አንዳንድ እቃዎች ያገኘናቸው የጁስ የጭማቂ መያዣ ሊሆን ይችላል። አንዳንድ ማንኪያ ምናምን ከቤት ያገኘናቸው ሌሎች በቃ እንደ የሃይላንድ መክደንያ መክደንያ አለ አይደል? እንደሱ አይነት ምናምን ተጠቅመን ነበር ምንጫወተው ቆርኪ ቆርኪ ምናምን አድርገን ነበር የምንጫወተው ማለት ነው። ከዛ በቃ ቤት ቤት ነበር የምንጫወተው እሱን ነገር በጣም ነበር ሰርግ ሰርግ ምናምንም እንጫወት ነበር ማለት ነው እሱን ነገር በጣም ነበር የምወደው ማለት ነው። ሌላ በልጅነቴ በጣም የምወደው ደግሞ የኳስ እግር ጨዋታ የኳስ የእግር ኳስ የኳስ እግር አልኩት የእግር ኳስ ልል ነው። የእግር ኳስ ጨዋታ በጣም ነበር የምወደው። በደንብ ነበር የምንጫወተው ማለት ነው ከዛ በቃ አንዳንዴ በቃ ልብስ ቀይሬ ራሱ እናቴ አትወጪም ምናምን ትለኝ ነበር። ሁሌ በቃ ልብሴ አቆሽሸው ነበር ስጫወት ማለት ነው። ከዛ እኔ በቃ እኔ ደግሞ ወደ ውጪ ወጥቶ መጫወት በጣም ነበር ደስ የሚለኝ በልጅነቴ ማለት ነው። ከዛ ከጓደኞቼ ጋር የእግር ኳስ የእግር ኳስ እንጫወት ነበር ማለት ነው። ከዛ በቃ ልብስ ቀይሬ ከሄድኩ በቃ አመድ ላይ ነበር የምንጫወተው አቧራ ምናምን ልብሴ ይቆሸሽብኝ ነበር ማለት ነው። እና በልጅነቴ የምወደው ጨዋታ የ የ የ የእግር ኳስም በደንብ በጣም እወድ ነበር ማለት ነው። በቃ በኳስ የሚጫወት አይነት ጨዋታዎች ሁሉንም ነበር የምወዳቸው ማለት ነው። ሌላ ደግሞ የሆነ አኩኩሉም እንጫወት ነበር አኩኩሉ በጣም ነበር የምወደው። እና እኔ አንዴ ከተደበቅኩ አልገኝም ነበር በቃ ጭራሽ ማለት ነው። በቃ እንደውም እስካሁን የሚያስቀኝ አይነት የልጅነቴ ጨዋታ አኩኩሉ ነው በቃ። በቃ አንዴ ከተደበኩ አልገኝም። እንትን ሌሎቹ ተገኝተው ምናምን ራሱ እኔን በመፈለግ አንዳንዴ አንዳንዴ ጨዋታውም ትተውት ምናምን ትተነው አንደ አጋጣሚ ወላጆቻችን ምናምን ከጠሩን ጨዋታው አቋርጠን ነበር የምንሄደው። እና አንድ ቀን እንደውም አኩኩሉ እየተጫወትን ማለት ነው። ተደብቄ ለካ እነሱ ወዳጆቻቸው ጠርተዋቸው ጨዋታውን አቋርጠውታል እኔ ግን በቃ ተደብቄ ለምንድነው የማይፈልጉኝ ለምንድነው ድምጹን የማያሰሙ ምናምን ብዬ። እያሰብኩ ከዛ ትንሽ አንድ አስራ አምስት ደቂቃ ምናምን ከቆየሁ በኋላ ስወጣ ማንም ሰው የለም። ማለቴ ከእኔ ጋር እየተጫወቱ የነበሩ ልጆች ምናምን ቤታቸው ገብቶ ምናምን ነው። እኔ እዛ ተደብቄያለሁ አስራ አምስት ደቂቃ እና በጣም እስካሁን በጣም የሚያስቀኝ ነገር ያ ጊዜ ነበር ማለት ነው። እና በልጅነቴ እንደው በጣም የምወደው አኩኩሉ ነበር አሁን ሳስበው አኩኩሉ ነው የምወደው ምክንያቱም በቃ የሆነ የሚያስቅ ነገር አጋጥሞኝ ያውቃል። በቃ አልገኝም ነበር። ከዛ ምን ምን ምን ማድረግ ጀመሩ ጓደኞቼ ምናምን እኔ በጣም በጣም ርቄ ነበር እንደውም የምሄደው በቃ አልገኝም ሁሌ አኩኩል ከሆነ እኔ ነበር የማሸንፈው። ሁሌ ማለት ነው። ከዛ ምን አሉ ጓደኞቼ ሲመራቸው ጊዜ ከዚህ እስከዚህ ነው መደበቅ የሚቻለው ከዚህ በላይ ማለፍ አይቻልም። ብሎ ያ የምንሄድበትን የምንደበቅበትን ቦታዎች እንትን ማድረግ ጀመሩ ማለት ነው። ማሳወቅ ማለቴ ከዚህ እስከዚህ ነው የሚቻለው እንጂ ከዚህ በላይ መሄድ ምናምን አይቻልም ብለው እንትን ህግ ማውጣት ምናምን ጀመሩ በእኔ ምክንያት ማለት ነው። እና በልጅነቴ በጣም የምወደው የምወደው ጨዋታ አኩኩልም ነው። እና ብዙ ነው

ጥያቄው ምንድነው የሚለው የእቃ ቁጥጥር ታደርጋለህ ነው የሚለው? አዎ እኔ እቃ ቁጥጥር አደርጋለሁ ግዴታም ነው ግን አብዛኛው ጊዜ ብዙ ብዙ እቃዎች ይጠፉብኝና አገኛቸዋለሁ። ማለቴ አንዳንዴ የኔ እቃ የሆነ የማስቀምጥበትን ቦታ ይጠፋብኛል። በትክክል እኮ ነው የማስቀምጠው ማለቴ የሆነ ግድ የለሽ ብዙም ግድ የለሽ አይደለሁም። ማለቴ አሁን ምን ምን እቃ እንዳለኝ የት እንደማስቀምጠው አይደለም ምን ምን እቃ እንዳለኝ ምናምን አውቃለሁ እና ደግሞ በአግባቡ ነው የማስቀምጠው። ግን ምንድነው ችግሩ የኔ የት እንዳስቀመጥኩ ያ እቃ በትክክል አስቀምጬው ራሱ የት እንዳስቀመጥኩት ይጠፋብኛል ማለት ነው። እና ይሄ ምንድነው የሚባለው? ይሄ የመርሳት ችግር ነው የሚባለው። እንጂ ግድ የለሽ ግድ የለሽነት አይደለም የሚባለው እኔ ከትንሽ ጊዜያት በፊት ምን እያልኩ ነበር እኔ በቃ ግድ የለሽ አይነት ሰው ነኝ። አሁን በቃ የእቃ ቁጥጥር አላደርግም ምናምን ብዬ ለራሴ እንትን እያልኩ ነበር ከራሴ ጋር እየተከራከርኩ ነበር ለተወሰነ ጊዜያት ማለት ነው። አሁን ግን ሳስበው ምንም እቃ እስካሁን የሚጠፋብኝ እቃ የለም ምክንያቱም በደንብ ነው የእቃ ቁጥጥር የማደርገው ማለት ነው። ግን ምንድነው ችግሩን? የሆነ እቃ አስቀምጬ በትክክል እኮ ነው የማስቀምጠው እቃ ማለት ነው ከዛ ግን የት እንዳስቀመጥኩት ይጠፋብኛል ማለት ነው። ያ እቃ ከዛ በቃ እቃው ጠፋብኝ ምናምን ብዬ አንዳንዱ አንዳንድ ጊዜ እርር እላለሁ ጠፋብኝ ብዬ ማለት ነው ሳይጠፋ እኮ ነው እቃው ሳይጠፋ ጠፋ እቃው ምናምን ብዬ እርር ነው የምለው። አንዳንዴ ደግሞ አይ በቃ የራሱ ጉዳይ እንደውም ምናምን ብዬ እተወውና ከዛ ሌላ ነገር ለማድረግ ስፈልግ እንደ አጋጣሚ እቃው አገኘዋለሁ ማለት ነው። በጣም ብዙ ጊዜ እንደዛ ነገር አጋጥሞኛል እና በቃ አሁን አሁን ምንም እቃ እንደማይጠፋብኝ እርግጠኛ ሆንክ ማለት ነው በቃ የእቃ ቁጥጥር ላይ በጣም ጎዝ እንደሆንክ ነው የገባን ማለት ነው። እና የት ነው እና የኔ ስህተት የቱ ጋር ነው የቱ ጋር ነው ብዬ ለራሴ መጠየቅ ስጀምር። የኔ ስህተት ያስቀመጥኩበትን እቃው ያስቀመጥኩበትን ቦታ ነው የሚጠፋብኝ እና ይሄ ነገር ምንድነው ህመምም ሊሆን እኮ ይችላል አላውቅም ማለቴ ያን ያህል የሆነ እቃው አስቀምጠህ እቃው የት እንዳስቀመጥኩ የሚጠፋብህ እኮ እና ይሄ የሆነ ችግር ነው። እኔ ግን አሁን አሁን እያሰብኩት መጀመሪያም አይ ይሄማ በደንብ ችግር ነው እንደውም የመርሳት ችግር ያጋጠመኝ ነው ስለዚህ የሆነ ሀኪም ቤት ሄጄ ብታየው ይሻላል ምናምን አልኩ ለራሴ ማለት ነው። ከዛ ደግሞ ትንሽ ቆይቼ ደግሞ አይ ይህማ ኖርማል ነገር ነው አንቺ ስራ በሌላ ስራዎች በጣም ስለምትጨናነቂ ነው እንዲህ እየጠፋብሽ ያለው። ቢያንስ እኮ እቃው በትክክል ነው ቁጥጥር የምታደርጊበት እና ደግሞ በትክክልም ነው የምታስቀምጪው የእቃ ማስቀመጫ የት እንዳስቀመጥሽው ቢጠፋብሽ ይሻላል ስለዚህ አሁን ይሄ ችግር ሳይሆን ሌላ ነገሮች አእምሮዎች በሌላ ነገሮች ለተጨናነቀ ነው እንጂ የመርሳት ችግር ያጋጠመሽ አይደለም። ምናምንም ብዬ ለራሴ እንትን አላለውም ማለቴ ለራሴ አባብላለው ግን ማለት ሀኪም ቤት ሄጄ ብታየው አሪፍ ነው። እና መሄድ ብችል ደስ ይለኝ ነበር ግን ያን ያህልም ማካበድ አልፈልግኩም ማለቴ እስኪ አሁን ያለሁበት ሁኔታ በጣም እንትን ነው በስራው በጣም እየተጨናነቅኩ ነው በአሁኑ ወር ማለት ነው። እና ይሄን ወር ይለፍና እስኪ ሊሆን የዛን ጊዜም በትክክል ደቂቃ ቁጥጥር ያደረግኩኝ ከዛ ደግሞ የማስቀምጥበት ቦታ ከጠፋብኝ ወይም ቀጣዩ ወር ማለቴ ይሄ ስራ ሲያልቅልኝ በኋላ ወይም እስኪ ልየው ምናምን ብዬ ለራሴ ደግሞ እንደዛ ብዬው አሁን ላይ ቆይቻለሁ ማለት ነው ሀኪም ቤት ከመሄድ ግን እኔ የእቃ ቁጥጥን በደንብ ነው የማደርገው በቃ የሆነ እቃ አይጠፋብኝም ማለት ነው። ያስቀመጥኩበት ነው የሚጠፋብኝ እንጂ እቃ አይጠፋብንም ስለዚህ አንዱም ይሄ ደህና ነገር ነው ብዬ አስባለሁ ምክንያቱም ቢያንስ እቃው እየጠፋ አይደለም ያስቀመጥኩበትን ደግሞ ቀስ ብዬ ወይም ላስታውሰው እችላለሁ ወይም ደግሞ እንደ አቃጣሚ ላገኘው እችላለሁ ስለዚህ እኔ የእቃ ቁጥጥር ላይ በጣም ጎበዝ ነኝ ብዬ አስባለሁ። የእቃ ቁጥጥርም ማድረግ ላይ ጎበዝ ነኝ። ሌላን ነገር ደግሞ የሆነ አሁን የሆነ እቃ ማለት የሆነ የሆነ እቃ ብዙ እቃዎች ምናምን ሲኖሩ እንዴት ነው የማደርገው? እንትን ነው የማደርገው አሁን ያ እቃ ለመያዝ በአእምሮዬ ራሱ ይዘዋለው መጻፍ ምናምን እራሱ አይጠበቅብኝም አንዳንዴ ተመሳሳይ የሆኑ እቃዎች በአንድ ላይ ሰብሰብ አድርጌ ምናምን የሆነ የሆነ ማለቴ ለምሳሌ ቁጥር አስር ቁጥር ካለ አስሩ በእያንዳንዱ ከመያዝ ይልቅ ሶስት ሶስት አድርጎ መያዝ ይቀላል አይደል? የእቃ ቁጥጥሬ የኔም እንደዛው አድርጌ ነው የምቆጣጠረው ማለት ነው። እና የእቃ ቁጥጥር ላይ በደንብ በደንብ በቃ ችሎታው አለኝ ብዬ አስባለሁ። እንደውም በአእምሮዬ ነው የሚይዘው ምን እቃ እንዳለኝ ምናምን አይጠፋብኝም። በቃ የኔ እቃ ምን እንደሆነ ዝም ብዬ አይንን ጨፈኝ አድርጌ ምን ምን አይነት እቃ ብዙም ቢሆን ራሱ ማለት ነው ምን አይነት እቃ እንዳለኝ ማስታወስ እችላለሁ። እና ቁጥጥር ላይም አሪፍ ነኝ ብዬ አስባለሁ ምክንያቱም ምንም አይንት ጋር ጠፍቶብኝ አያውቅም እስካሁን ማለት ነው

ጥያቄው በተፈጥሮ ውስጥ መራመድ ትወዳለህ ወይ? ነው የሚለው። አዎ! እኔ በተፈጥሮ ውስጥ መራመድ በጣም ነው ደስ የሚለኝ ማለት ነው። ለዚህም ማስረጃ የሚሆን እኔ በቃ የሆነ ሰፈራችን ውስጥ ማለት ነው ከቤታችን ትንሽ ሃያ ደቂቃ ሰላሳ ደቂቃ መንገድ ከተጓዝን በኋላ የሆነ ደኖች ያሉበት፤ ትላልቅ ዛፎች አለበት፤ ቦታ አለ። እና ጫካ ነገር ነው። ማንም ሰው ብቻውን አይሄድም። ወደእዛ ቦታ ማለት ነው። ጭራሽ ደግሞ ሴት ሆና ወደእዛ ብቻዋን የምትሄድ ሴት የለችም። ወደእዛ ቦታ ማለት ነው። ወንዶች ራሱ ሁለት ሶስት ሆነው ነው የሚሄዱት። ሴቶችም የሚሄዱ ከሆነ ከሰው ጋር ምናምን ነው የሚሄዱት። እንደውም ያው በቃ ያ ቦታ የሚፈራ አይነት ቦታ ነው። በቃ! ሰው ብቻውን በፍጹም አይሄድም። በቃ! ወደዛ ቦታ በፍጹም ብቻውን አይሄድም ማለት ነው። ወይም የግድ መሄድ ካለበት አንዳንዴ እዛ ላይ የተፈጥሮ የተፈጥሮ ህክምና መድኃኒቶች አሉ አይደል? የእጽዋት መድኃኒቶች አሉ አይደል? እንደሱ አይነት መድሃኒት ስላለበት እዛ ቦታ አንዳንዴ ሴቶችም የሚሄዱ ከሆነ ከሰው ጋር ማለት ከሶስት ከአራት ጋር ሆኖ ነው የሚሄዱት። መድሃኒትን ለማምጣት ማለት ነው። የእጽዋት መድሃኒት የሚባል አለ ለምሳሌ:- የምች አንዳንድ በሽታዎችን ለማዳን ምናምን ከዛ የእጽዋት እጽዋቶች አሉ ለመድሃኒት የሚያገለግሉ ማለት ነው። እሱን ለማምጣት ራሱ ቅድም እንዳልኩት በቃ ተሰባስበው ምናምን ነው ሶስት አራት ሆነው ነው የሚሄዱት። ደግሞ ቦታው በጣም ነው ደስ የሚለው ማለቴ ብዙ ተክሎች ነው ያሉት እና ትላልቅ ዛፎች አሉት። ምናምን ከዛ ደግሞ ጸጥ ያለ ቦታ ነው። ወይም የአዋፍን ድምጽ ነው መስማት የምትችለው እዛ ቦታ እንጂ ሌላ ምንም ነገር የለም በቃ ደስ ይላል በቃ! ንፋስ አለ። ንፋሱ ደግሞ በጣም ነው ደስ የሚለው። አየሩ ምናምን በጣም ነው ደስ የሚለው። ከዛ ምን አለ ግን እዛ በረሃ ስለሆነም ጅብም ሊኖር ይችላል ማለት ነው። እንደውም አንዴ የሆነ ማንቲላ አስደንግጣኝ ታውቃለች። እዛ ማለት ነው ጅብ እንኳን አጋጥሞኝ አያውቅም። ግን እንዳለ ተነግሬያለሁ። እባብም አግኝቼ አውቃለሁ። እኔ በጣም ነው ደስ የሚለኝ። በተፈጥሮ ውስጥ መራመድ በጣም ነው ደስ የሚለኝ። እና ወደእዛ ቦታ ብቻዬን ነው የምሄደው ማለት ነው። እኔ ብቻዬን ነው የምሄደው። ከዛ በተደጋጋሚ ነበር ድሮ የሚሄደው። ከዛ አንዴ ሲሄድ አንድ ሰው ያገኙኝና ጥበቃ አሉ። የዛ ቦታ ጥበቃ ሳይሆን እዛ አካባቢ ቤተክርስቲያን አለ የመድኃኒዓለም ቤተክርስቲያን ማለት ነው እና የመድሀኒአለም ቤተክርስቲያን ጥበቃ የሆኑ ሰውዬ ወደዛ ቦታ ሲሄድ አገኘኝና "አንቺ ምንድነው? እብድ ነሽ እንዴ? ለምንድነው ወደዚህ ብቻሽ የምትሄጂው?" ምናምን ብለው በጣም ደነገጡ፤ በጣም ተቆጡ። በጣም ተቆጡኝ ማለት ነው። እና በድጋሚ ወደዚህ ብቻሽን ብትመጪ ምናምን ብለው ዛቱብኝ ራሱ ማለት ነው እንዳትመጪ ምናምን አሉኝ። "አንቺ ጅል ነሽ!" ምናምን ብሎ በቃ ተቆጥቶ ምናምን መለሱኝ የዛን ቀን መለሱኝ ማለት ነው። ግን እኔ ደግሞ ምንድነው ችግሬ ለሰዎች እንሂድ ወደዚህ እንሂድ ምናምን ብሎ ማስገደድ የሆነ ማለቴ ሳይፈልጉ ከእኔ ጋር መምጣት መውሰድ የሆነ ቦታ ላይ ደስ አይለኝም። ደግሞ ያንን ቦታ ደግሞ እኔ እወደዋለሁ። አለመሄድ ደግሞ አልችልም። በቃ እንደዛም ብለውኝ ራሱ አንዳንዴ እንዳያገኙኝ ሰውየው እየተደበኩ ምናምን ወደዛ ቦታ እሄዳለሁ። ከዛ ቦታው ላይ ቁጭ እላለሁ። በጣም ነው ደስ የሚለው እዛ ቦታ ላይ ሆኜ እንደውም ወደእዛ ቦታ በተደጋጋሚ የሚሄደው ለምንድነው? እኔ መጽሐፍ እወዳለሁ። ማለቴ እንደ ልብ ወለድ ነገ፤ የሆነ ግጥም ስነ ጽሁፍ ምናምን እጽፋለሁ። መነባነብ ለቲያትር የሚሆን የተውኔት ጽሁፍ ምናምን እጽፋለሁ። እና እዛ ቦታ ሲሄድ በጣም ነው ሀሳብ የሚመጣልኝ ማለት ነው። ሌላ ቦታ ከሆንኩ በቃ ጫጫታ ነው ወይም የሆነ ቤታችን ውስጥ ራሱም ዝም ካለ ራሱም የሆነ አስፋልት ነገር ስለሆነ ቤታችን የመኪና ድምጽ ምናምን ይሰማል። እና በቃ እንደ ልቤ መጽሐፍ አልችልም። በቃ ሀሳብ እራሱ አይመጣልኝም እና ወደእዛ ቦታ ብቻዬን ስሄድ ግን ማለቴ ጸጥ ያለ ቦታ ስለሆነ እዛ ብዙ ሀሳብ ይመጣልኛል። በቃ! የፈለኩትን ስራ ሰርቼ ምናምን እመልሳለሁ ማለት ነው። አንዳንዴም ራሱ እዛ ቦታ ሆኜ አጠናለሁ። ለማጥናትም በጣም ነው የሚመቸው። በቃ! ጸጥ ያለ ቦታ ነው። እና እንደዛ ነው ማለት ነው። ግን አንዴ በጣም ያስደነገጠኝ ነገ፤ አንዴ እዛ ሲሄድ እባብ አይቻለሁ። እና በቃ በጣም ነበር የፈራሁት። እንደውም አልሄድም ወደዚህ ቦታ አልመጣም ምናምን ብዬ ነበር። እና እኔ ግን በተፈጥሮ ውስጥ መራመድ በጣም ስለምወድ እንደዛም አይቼ ከአንድ ወር በኋላ ተመለስኩ። ስረሳው ትንሽ አእምሮዬ መርሳት ሲጀምር ወደእዛ ቦታ በድጋሚ ተመለስኩ ማለት ነው። ሌላ ቀን ደግሞ፤ የሆነ "ማንቲላ" "ጥንቸል"ነው የሚባለው ጥንቸል አስደንግጣኝ ታውቃለች እዛ ቦታ ውስጥ ጥንቸሎች ብዙ ጥንቸሎች አሉና አንዴ አስደንግጣኝ ታውቃለች ማለት ነው። እንደዛም ሆኖ ግን በተፈጥሮ ውስጥ መራመድ ስለምወድ

ያው ምንድነው የሚለው ኢሜል ትጠቀማለህ ወይ ነው? የሚለው አዎ እኔ ኢሜል እጠቀማለሁ ማለቴ እንደውም ኢሚይል በጣም ነው የምጠቀመው። በቀን አንዳንዴ አራት ኢሜይል የምጽፍህበት ጊዜ አለ። ግን አራት ኢሜል በጣም ከበዛ ነው አራት ኢሜል የምጽፈው እንጂ በቀን አንዴ ወይም ሁለቴ ነው አብዛኛው ጊዜ የምጽፈው ማለት ነው። እና ኢሜል መጠቀም ከጀመርኩ ደግሞ አንድ ሶስት አራት አመት ይሆነኛል። አንድ ሶስት አራት አመት ማለት ነው። ማለቴ ስልክ ከተገዛልኝ ጀምሮ ስልክ ማለቴ ስልክ የተገዛልኝ ደግሞ ከአራት አመት ምናምን ነው አዎ ከአራት አመት በፊት ነው የዛኔ ስልክ ሲገዛልኝ ሁሉም ነገር ነው የተከፈተልኝ በዛው ማለት ነው። ኢሜል አዲስ ለኔም ይሁን ኢሜል የጉግል አካውንት ቴሌግራም እንትን ማለት ነው ጎግል እና ቴሌግራም ከዛ ኢሜል ነበር ሶስቱን ነበር መጀመሪያ የተከፈተልኝ። ሌሎቹ ቀስ እያልኩ ላይክ እንደ ሊንክድኢን ኢንስታግራም ቲክቶክ ምናምን ቲክቶክ እንኳ አሁንም አካውንት የለኝም። ግን እንደዛ እና ኢንስታግራም ሊንክድኢን ምናምን የሚሉት ራሴ ቀስ እያልኩ ነበር የክፈትኳቸው። መጀመሪያ ጊዜ ስልክ ሲገዛልኝ ግን ዘጠኛ ክፍል ነበርኩ ከአራት አመት በፊት ማለት ነው። እና የዛኔ ኢሜል ራሱ ኢሜል ጎግል ምናምን ከፍቶ ነው። አባቴ ከፍቶ ምናምን አይደለም እናቴ ነበር የከፈተችልኝ። እናቴ ስልክ ገዝታ ከፍታ ነበር የሰጠችኝ ማለት ነው። ሶስቱን ነገሮች እና ኢሜይል ከዛ ጀምሮ እጠቀማለሁ ማለት ነው። ሁሌ የዛኔ ራሱ የሆነ እንድለማመድበት ምናምን ብላ እናቴ የሆነ ኢሜል ጻፊልኝ ምናምን ትለኝ ነበር የሆነ ነገር ከፈለግሽ ጻፊልኝ በኢሜል ነው የምትጽፊልኝ ምናምን ትለኝ ነበር ማለት ነው። ኢሜል አጻፍጻፍን እንድንለማመድ ፈልጋ ማለት ነው። እና አንዳንዴ ለሷ ኢሜል እጽፍላት ነበር ከዛ ኢሜል መጻፍ ራሱ የተለማመድኩት በዛ ነው ማለት ነው። እና ኢሜል እስካሁን አንድ አራት አመት ምናምን እየተጠቀምኩበት ነው ማለት ነው። አንዳንዴም ለጓደኞቼ የሆነ ላስቃቸው ምናምን ስፈልግ ማለቴ በኢሜይል አንጻጻፍም አብዛኛው ጊዜ ማለት ነው። ወይም በቴሌግራም ወይ ደግሞ በሌላ መልእክት መላኪያ መንገድ ነው የምንጠቀመው እንጂ በኢሜል የሆነ ነገር ተላልከን ከዛ በፊት ማለቴ አናቅም። ሌሎቹ አይላላከውም ከዛ እኔ ኢሜል አላቸው እነሱ አንዳንዶች አላቸው አንዳንዶቹ ግን እስካሁን ራሱ የሌላቸው ጓደኞች አሉ። እና ላላቸው ምንድነው የማደርግባቸው? ምንድነው የሚሉኝ? እኔ ኢሜይሌን ተጠቅሜበት አላውቅም ምናምን ሲሉኝ ሆን ብዬ እስኪ ንገሩኝ የኢሜል አካውንታችሁን ንገሩኝ ምናምን እላችሁና ያ ዩዘር ኔማቸውን ምናምን የሚላቸው ሲነግሩኝ በዛ ኢሜል እጽፍላቸዋለሁ። አረሳስቼ ለምሳሌ አሁን ሰኞ ከነገሩኝ። በሀሙስ ምናምን ሲሆን የሆነ ኢሜል እልክላቸው እና ከዛ መጀመሪያ ይደነግጣሉ። ከዛ ሲያዩት የኔ እንደሆነ ካወቁ በኋላ በጣም ነው የሚስቁብኝ ማለት ነው። እና እንደዛ አረግ አረግ ነበር ድሮ ከዘጠነኛ ክፍል ምናምን እያለሁ እና የሚገርመኝ ነገር እስካሁን ኢሜይል ያልከፈቱ ጓደኞችች አሉኝ። እሺ የማይጠቅማቸው ከሆነ አዎ አይክፈቱት ባይከፍቱትም ችግር የለውም። ግን እስካሁን ኢሜል አልመጠቀም እውነትም ይከብዳል ብዬ አስባለሁ። እኔ አሁን ኢሜል በጣም ለብዙ ነገሮች ነው የምጠቀምበት። በተለይ ደግሞ ለስራ ነው የምጠቀምበት አሁን ሰዓት እኔ ኢሜል የምጠቀምበት ለስራ ነው። ቅድም ማለቴ አሁን እኔ የምሰራው አይነት ስራ የምርም ኢሜል ያስፈልገዋል። እንደውም አንዳንድ ስራዎች የሚላኩልኝ በኢሜይል ነው እና መስራት የምፈልግ ከሆነ ምናምን ማለት ነው። እኔ ፍሪላንሲንግ ላይ እስካሁን ሰርቼ አላውቅም ግን። ለመጻፍ ማለቴ የስነ ጽሁፍ ተሰጥኦ አለኝ ብዬ ነው የማስበው። እና በዛ የሆነ የሆነ አንድ የሚልክልኝ ኢሚል አለ። እና አሁን እዛ ላይ የፈለኩትን ማለቴ ለምሳሌ የ የጤና የሮቦቲክስ አይነቶች ዝም ብሎ ልቦለድ ምናምን ምን አይነት ጽሁፍ ነው መጻፍ የምትችይው ማለቴ እንደዚህ አይነት የምትፈልጊ ከሆነ ከዚህ መጽሐፍ ትችያለሽ ምናምን ብሎ የሚልክልኝ ኢሚል አለ። አሁን እሱን ማለት ነው። እና አሁን ያ ኢሜል አይቼ የምፈልገው አይን ስለ ጤና መጻፍ የምፈልግ ከሆነ ስለ ልብ ወለድ ምናምን መጻፍ የምፈልግ ከሆነ ከነ ደሞዙ ስንት እንደሚከፍሉት ጭምር በዛ ጽፎ ምናምን ሁሌም የሚልክልኝ ሰው አለ። እና በዛ አይቼ ራሱ ስራ መስራት እችላለሁ ማለት ነው። እንደውም እኔ ከመጀመሪያ ሊንክድኢን አካውንት ከመክፈቴ በፊት እንደውም ኢሜል ስለነበረኝ አብዛኛው ስራዎቼ የምሰራው በኢሜል ነበር ማለቴ በኢሜል የላኩልኝ ነበር ስራ የምሰራው ማለት ነው። እና አሁን አካባቢ ነው ሊንክድኢን አካውንት ራሱ የከፈትኩት ማለት ነው። እና ኢሜል እኔ ከድሮ ጀምሬ እጠቀም እጠቀም ነበር አሁንም ራሱ እጠቀምበታለሁ ማለት ነው። አሁን ራሱ ትምህርት ቤት ላይም ራሱ ተማሪም ነኝ። ጎን ለጎን ነው ስራ የምትሰራው አንዳንዴ የሆነ አሳይመንት ምናምን በኢሜል እንልክላችዋለን ማለት ነው። በኢሜል ላኩልን ምናምን ይላሉ አስተማሪዎቻችን ስለዚህ እኔ ኢሜልን በጣም ነው የምጠቀምበት። በቃ እኔ ኢሜልን አሁን ላይ በደንብ ነው የምጠቀምበት

በእጅ መጻፍ ትወዳለህ? ነው የሚለው በእጅ መጻፍ እኔ አዎ እወዳለሁ ግን ማለቴ ብዙ ጽሁፍ ከሆነ ግን አልወድም ብዙ ከሆነ እጅ ማለት ፕሪንት ማድረግ ወይ ደግሞ በስልክ በላፕቶፕ ምናምን ነው የምወደው እንትን ትንሽዬ ከሆነ ግን በእጅ መጻፍ ነው የምወደው ማለት ነው እንደ ሁኔታው ነው እሚለያየው አሁን ለምሳሌ ብዙ ጽሁፍ ሲሆን ግን በእጅ መጻፍ ይሰለቻል በጣም ማለት ነው እንደውም እኔ በእጅ መጻፍ ያን ያህል አልወድም ከድሮ ጀምሮ ከልጅነቴ ጀምሮ ማለት ነው በእጅ መጻፍ ያን ያህል አልወድም ነበር ምክንያቱም በቃ ይሰለቸኛል አሁን ስጽፍ አሁን ከመጽሐፍ ኖት ጻፉ እንባል ነበር ኖት ከመጽሐፍ አውጡ በራሳችሁ ምናምን እንባል ነበር ድሮ ማለት ነው እና እኔ በቃ ዝም ብዬ ዝም ብዬ አላወጣም ነበር ማለት ነው ዝም ብዬ አልጽፍም ነበር መቼ ነበር የምጽፈው የደብተር ደብተራችን ማለት ቼክ ስታደርገው አስተማሪያችን ደብተራችን ልታየው ስትል ማርክ ይታሰብ ነበር ከአምስት ከአስር አንዳንዴ ይታሰብ ነበር ደብተራችን በትክክል ኖት እየጻፍን ነው ምናምን የሚለው ማለት ነው ከዛም የዛኔ ሲሆን ነው በቃ በአንዴ ሙሉ ሌሊቱን ቢሆን ቁጭ ብዬ አድሬ ምናምን በእጄ የምጽፈው ጽፎ የነበረው ማለት ነው እንጂ ብዙ ጽሁፍ ሲሆን በቃ በእጄ መጽሐፍ አልወድም ላፕቶፕ ምናምን ብንጽፍ አሁን ትንሽ ቀላል ነው ብዬ አስባለሁ ወይም በስልካችን ብንጽፍ ቀላል ይሆናል ብዬ አስባለሁ እንጂ በእጅ መጻፍም አሁን አሁን እየቀረ ነው ምክንያቱም በጣም አድካሚ ነገር ስለሆነ ማለት ነው አሁን በአሁን አሁን በእጅ ነገር እየቀረ ነው በትክክልም ማለት ነው እና ድሮ በቃ በልጅነት እያለሁ ኖት እንድንጽፍ ሁሌ ነበር አስተማሪዎቻችን የሚነግሩን እኔ ደግሞ ኖት በእጄ መጻፍ በጣም ስለሚያስጠላኝ አልጽፍም ነበር ከዛ ግን ምንድነው ማለቴ በጣም እንዳይቆጡኝ የሚያደርጋቸው ደግሞ ክላስ ውስጥ ጎበዝ ተማሪ ነበርኩ ከዛ በቃ ብዙ ጊዜ አይቆጡኝም ነበር ሳልጽፍ ስሄድ ለምንድነው ያልጻፍሽው ምናምን ይሉኝና ከዛ ለነገ ወይ ደግሞ ለቀጣይ ክላስ ጽፈሽ ነይ ምናምን ይሉኛል ማለት ነው እና እኔ በእጅ መጻፍ ብዙም አልወድም በቃ ብዙ ከሆነ አልወድም ትንሽዬ ከሆነች ግን አይሰለቸኝም ወይ ደግሞ ሂሳብ ትምህርት ምናምን ከሆነ በእጅ መጻፍ አይደብረኝም ማለት ነው ሌላ ነገር ለምሳሌ እንደም ታሪክ ጂኦግራፊ ህብረተሰብ ማለት ነው እንደዚህ አይነት ትምህርቶች ሲሆኑ ግን በእጄ መጻፍ በጣም ነበር የሚሰለቸኝ ሳይነስ ከባቢያው የአካባቢ ሳይንስ ምናምን የሚባል እንማር ነበር እና እሱን ነገ መጻፍ በእጄ በጣም ነበር የሚሰለቸኝ ማለት ነው እንደው አንዳንዴ ምንድነው የማደርገው ድሮ ማለት ነው ኖት ሁሌ በቃ ኖት መጻፍ ግዴታ ነበር እንደውም ሃይስኩል ስንገባ ትንሽ እንትን አሉን እንጂ ትንሽ ህጋቸው ማለት ዝም ማለት ጀመር ማለቴ እንደፈለጉ አሁን አደጉ አድጓል ምናምን ብሎ አስበውነውን ይሆን አይሆን አላውቅም እና ሃይስኩል ስንገባ ይሻላሉ እንጂ ድሮ ከአንደኛ እስከ ስምንተኛ ክፍል እያለን በተለይ ደግሞ ከአምስተኛ እስከ ስምንተኛ ክፍል እያለን ወይኔ ጽሁፍ በጽሁፍ ምክንያት በእጅ ጽሁፍ እጄ የሆነ ቀን አብጦ ነበር እንደውም ያበጠው በአምስተኛ ስድስተኛ ክፍል እያለሁ በመጻፍ ያበጠው እጄ እስካሁን አልተሻለኝም በቃ አብጦ ቀረ ማለት ነው የሆነ እጄ ላይ ምዝጋ ምዝጋ እጄ ላይ ምን ሆነ አበ የቢሮ የስክርቢቶ ምን ሆነ አብጦ ቀረ ማለት ነው እና በጣም ድሮ በጣም ነበር ምንጽፈው ኖት ምናምን ጻፉ ይሉን ነበር ከዛ ካልጸፍን ደግሞ ከአስር ማርክ ሰባት ስድስት አንዳንዴ ራሱ ዜሮም ሊሰጡን ይችላሉ መብታቸውም ነበር መብታቸው እንደሆነ ነው የሚያስቡት አስተማሪዎቻችን ማለት ነው የምር አንዳንዶቹ አስተማሪዎቻችን ክፉዎች ነበሩ እኔ ግን ምንድነው የማደርገው በቃ ወርን ሙሉ ሳልጽፍ እቆይና ከዛ የደብተር ደብተራችን ሊያዩት ሲል አካባቢ እጽፈዋለሁ ማለት ነው ከዛ ቁጭ ብዬ አድሬ ምናምን እጽፈው ነበር ለዛም ነው እጄ እንዲህ አብጦ የቀረው እጄ የዛኔ እያበጠ ነበር በመጻፍ ምክንያት ማለት ነው የስክርቢቶ ማበጥ ጀምሮ ነበር ከዛ እስካሁን ራሱ ያ ጽሁፍ መጻፍ ትቼው ራሱ አብጦ ቀረ ማለት ነው እናም በእጅ መጻፍ የምርም አልወድም በቃ ትንሽ ከሆነ ግን ኖርማል ነው ማለት የተለመደ ነገር ስለሆነ ትንሽ ከሆነ በእጄ መጻፍ ደስ ይለኛል ትንሽ ነገር ከሆነች ማለት ነው ወይም ሂሳብ ትምህርት ምናምን ሲሆን ደግሞ ጭራሽ በላፕቶፑ ወይ ወይ ደግሞ በስልክ መጽሐፍ በጣም ነው የሚደብረኝ ሂሳብ ሲሆን በእጄ መጻፍ ነው ደስ የሚለኝ ማለት ነው በእጄ መጻፍ ሂሳብ ሲሆን ሂሳብ ትምህርት ሲሆን በእጄ መጻፍ በጣም ነው የምወጣው ሌላ አይነት ትምህርት ምናምን ሲሆን ደግሞ ብዙ ነገር የሚጻፍ ሲሆን ግን በእጄ መጻፍ ምንም ደስ አይለኝም በቃ አንዳንዴ የሆነ ማመልከቻ ምናምን ለመጻፍ ራሱ ላፕቶፕ አጽፌ ፕሪንት አድርጌ ቢሰጣቸው ለኔ ደስ ነው የሚለኝ ግን አንዳንዴ በእጃችን በእጅ ሲጻፍ ደስ የሚላቸው ሰዎች አሉ ስለዚህ ለነዛ ስል ነው እንደዛ የማደርገው እንጂ እኔ በእጅ መጽሐፍ አልወድም

ጥያቄ ምንድነው የሚለው? ለበጎት አድራጎት ሰርተህ ታውቃለህ ወይ ነው የሚለው። አዎ እኔ ለቦቅ አድራጎት ብዙ ጊዜ ሰርቼ አውቃለሁ ማለቴ ያን ያህል አይደለም ማለቴ አሁን ሁሌ ስራዬ በሙሉ ለቦቅ አድራጎት አላደርግም ማለቴ ባደርገው ደስ ይለኝ ነበር። ግን ብዙም አይደለም ግን ሰርቼ አውቃለው እንደማወቅ ከሆነ አዎ ሰርቼ አውቃለሁ ለምሳሌ በጎ አድራጎት የምንለው እኮ የግድ ገንዘብን መስጠት ምናምን አይደለም። አሁን ገንዘብ መስጠትም ሰጥቼም አውቃለሁ ለበጎ አድራጎት ድርጅት ገንዘብም ሰጥቼ አውቃለሁ ግን ከገንዘብም አልፎ በጎ አድራጎት ማለት በጉልበትም ሊሆን ይችላል በገንዘብም ሊሆን ይችላል በሀሳብም ራሱ በጎ አድራጎት መስራት ይቻላል ብዬ አስባለው። እና አብዛኛው ጊዜ ግን እኔ የማጋጥመኝ የጉልበት ስራ ነው። እንዴት ነው የጉልቦት ስራ ስል ለምሳሌ አሁን የሰንበት ትምርት ቤታችን ውስጥ የሆነ ወይም ልብስ እንድናጥብ ለምሳሌ የተቸገሩትን ሰዎች ምናምን ሲኖሩ የ ለነሱም የምሳ ግብዣ ምናምን ሲዘጋጅ መጀመሪያ ገንዘብ እናወጣ ምናምን ይደረጋል። ገንዘብ እኔንጃ ዋጥቼ አውቃለሁ ወይስ አላውቅም እርግጠኛ አይደለሁም ለሰንበት ትምርት ቤታችን ለሌላ ነገር ግን ለሌላ ለበጎ አድራጎት ድርጅት ለሌላ ቦታ ሰጥቼ አውቃለው። ለሰንበት ትምህርት ቤታችን ግን እኔ እኔንጃ ሰጥቼ አውቃለሁ ወይስ አላውቅም የሚል እርግጠኛ አይደለሁም ግን የሆነ የምሳ ዝግጅት ምናምን ሲኖር የሆነ ያ ምሳ እንድንሰራ ምናምን እንጠራለን። ወይ ደግሞ አንዳንዴ ደግሞ ልብስ አጠባ ምናምን ይኖራል ማለት ነው። ለ እንደ በጎ አድራጎት ከዛ እሱን ነገር አንዳንዴ ልብስም ልብስም አንዴ አጥቤ አውቃለሁ ማለት ነው። ሌላ ነገር ደግሞ ሌላ ቦታ ላይ ደግሞ የሆነም ለበጎ አድራጎት ማለት እንደ አሁን ትግራይ ላይ ምን ምን የሚባል አለ የሆነ ፍሬሚናጦስ የሚባል የበጎ አድራጎ ድርጅት ድርጅት ነገር አለ እና እንደዛ የሆነ አንድ ቀን እሄዳለሁ ብዬ እያሰብኩ ነበር ግን ሳልሄድ ቀረው። እና ምናልባት ክረምት እሄዳለው ብዬ ተስፋ አረጋለሁ አሁን ቀጣይ ክረምት ከአራት ወር ከአምስት ወር ቦኋላም ወደዛ ቦታ እሄዳለሁ ብዬ ተስፋ አረጋለሁ በቃ ግን አሁን ሳስበው እንደውም ብዙ የበጎ አድራጎት ስራ ሰርቼ አላውቅም መሰለኝ። ምክንያቱም አሁን መቼ ነው አሁን በግሌ አዎ እሰራለው። አሁንም ማሰራው እንዴት ነው ብዙም ሰርቼ የማላውቀው የሆነ በቡድን የሚሰራ አለ አይደል በጎ አድራጎት ስራ እንደዛ ሲሆን ሰርቼ አላውቅም በግሌ ግን ለምሳሌ የሆነ ሰው ገንዘብ የሚያስፈልገው ከሆነ ገንዘብ ምናምን እሰጣለሁ ረድቼ አውቃለው ወይም በሀሳብም በሀሳብ ደረጃም ለሌላ ሰው ሀሳብ የሚያስፈልገው ወይ ደግሞ የተጨነቀን ሰው ያዘነንም ሰው አረጋግቼም አውቃለዉደ እና ደግሞ የሆነ በጉልበቴም ደግሞ ማልቴ አሁን አንዳንዴ ትላልቅ ሰዎችን የሆነ ሸክም ምናምን ከከበዳቸው ራሱ ወደ ቤታቸው ምናምን አደርስላችኋለው ግን በቡድን የሚሰራ አይነት የበጎ አድራጎት ስራ ብዙም እስካሁን አልሰራሁም አዎ በቡድን ብዙም አልሰራሁም። ግን ለበጎ አድራጎት እንደ አጠቃላይ ሰርቼ አውቃለዉ። አንዴም ቢሆን ሰርቼ አውቃለሁ እና አሪፍ ነው ግን እንደውም የዛኔ ቅድም መጀመሪያ እንዳልኩት በቡድን መስራት ለበጎ አድራጎት ደስ ይላል ማለት ነው። እና አንዴ ብቻ ነው ሰርቼ የማውቀው አሁን ለቀጣይ ግን እንደውም ስራዬ በሙሉ ማለቴ ስራዬ በሙሉ ሳይሆን ያው ከጎን ለጎን ከስራዬ ጎን ለጎን ለበጎ አድራጎት ብሰራ ደስ ይለኛል ማለት ነው። እኔ ግን ለበጎ አድራጎት አሁን በቡድን የማልሰራበት ምክንያት አሁን ሳስበው ምንድነው እኔ ከሰዎች ከሰዎች ጋር ተሰባስቦ ምናምን መስራት ብዙም የምወጣ አይነት ሰው አይደለሁም። የሆነ ስራ መስራት ካለብኝም ብቻዬን ነው የምሰራው እንጂ ከሰዎች ጋር ተሰብስቤ ምናምን የመስራት ልምዱ የለኝም። ለዛ መሰለኝ ብዙ ጊዜ የበጎ አድራጎት በቡድን ሲሆን ማልሰራ ማለት ነው። ግን እንደ አጠቃላይ ግን ለግሌም ቢሆን ማለቴ በግሌም ቢሆን በቡድንም አንዴ ሰርቼ አውቃለሁ ማለት ነው። ለበጎ አድራጎት ደግሞ የመንፈስ ደስታ ይሰጣል። ማለቴ አሁን ለበጎ አድራጎች ስንሰራ ምንድነው የሚሰጠን የበጎ የመንፈስ ደስታ ይሰጣል አንዴ እንደዛ ሳደርግ ለበጎ አድራጎት ስሰራ የተሰማኝን ደስታ በቀላት ራሱ ልገልጸው አልችልም። ሁሌ ያን እድል አግኝቼ እና ያ መንፈስ ያ አይ መርዳት አለብሽ ለበጎ አድራጎት መስራት አለብሽ የሚል መንፈስ ሁሌ የሚሰማኝ ቢሆን ደስ ይለኝ ነበር። ምክንያቱም ያ ደስታ ሁሌ ሚሰማኝ ነበር ማለት ነው እና ለቀጣይ ያ እሱን መንፈስ እንዲኖረኝ በጣም እጥራለሁ ብዬ አስባለሁ ለበጎ አድራጎት ስሪ ስሪ የሚል መንፈስ ማለት ነው። እና ለቀጣይ በደንብ አስራለው ብዬ ተስፋ አደርጋለሁ። ከዚህ በፊት ግን አንዴ ብቻ ነው ሰርቼ የማውቀው እንጂ ብዙ ጊዜ አልሰራም እንደማሆን በቃ እንደ ቋሚ ስራዬ ማለቴ ጎን ለጎን ከስራዬ ጎን ለጎን ለበጎ አድርጎት ለመስራት እያሰብኩ ነው ማለት ነው።

ጥያቄ ምንድነው የሚለው ቀዝቃዛ የአየር ሁኔታ ትወዳለህ ወይ? ነው የሚለው አዎ እኔ ቀዝቃዛ የአየር ሁኔታ በጣም ነው የምወደው ማለቴ እኔ ሙቀት ሲሆን አልወድም እንደውም አብዳኛው ኢትዮጵያ አካባቢ ራሱ አብዛኛው የኢትዮጵያ ክፍል ምንድነው ቀዝቃዛ የውር ሁኔታ ነው ያለው እንዴት ነው እንዴት የተፈጠረው ኢትዮጵያ በ ማለት ፀሀይ ወደ ኢትዮጵያ ማለት መሃል ላይ ስለምትገኝ ወደ ኢኩዌተር ስለሆነ ፀሀይ እንትን የሚለው አዎ ፀሀይ በደንብ ነው የሚያገኛት ኢትዮጵያ ማለት ነው ግን እንደዛም ሆኖ ኢትዮጵያ በተራራማ ቦታዎች የተከበበች ማለቴ አብዛኛው ቦታ ኢትዮጵያ ተራራማ ለሆነው ቀዝቃዛ የአየር ሁኔታ ነው አብዛኛው የኢትዮጵያ ክፍል ክፍል ማለት ነው በዛ ተራራማ በመሆኑ ማለት ነው ምክንያቱም የሆነ እንትን አልቲትድ ማለቴ የሆነ ምንድነው የሚባለው ተራራማ የሆነ በሄደው ቁጥር ብርጅ እየሆነ ነው የሚሄደው ፀሀዩ ሙቀቱ ምናምን እየቀዘቀዘ ነው የሚሄደው ማለት ነው እና እኔ የተወለድኩበት አካባቢ እና ያደኩበት አካባቢ ደግሞ አብዛኛው ጊዜ ጠዋትና ማታ ሁሌ ቀዝቃዛ ነው ሁሌ ማለት ነው በቃ በየትኛውም ወራት በየትኛውም በቃ አሁን ከመስከረም ጀምሮ እስከ ነሀሴ በሁሉም ወራቶች ጠዋትና ማታ ሁሌ ቀዝቃዛ ነው እና የአየር ሁኔታው ማለት ነው ቀን ቀን ሲሆን ወይ ደግሞ የሆነ ቀን ቀን ቀን አዎ ከስድስት ሰዓት ከአራት ሰዓት እስከ አስር ሰዓት ባለው ነው እንጂ የሚሞቀው ሁሌ ቀዝቃዛ ነው ጠዋትና ማታ ማለት ነው እና እኔ በቃ በጣም ነው ደስ የሚለኝ ጠዋትና ማታ ቀዝቃዛ ስለሚሆን የአየር ሁኔታው በጣም ደስ ይለኛል ማለት ነው ክረምት ክረምት ሲሆን ደግሞ ማለቴ ሰኔ ሀምሌ ሀምሌ ነሀሴ ምናምን ሲሆን ደግሞ በተለይ ቀጥ ቀን ቀን ላይ ራሱ ቀዝቃዛ ነው የሚሆነው ማለት ነው ዝናብ ስለሚጥል ምናምን ቀዝቃዛ ነው የሚሆነው እና በዛ ሰዓት እኔ በቃ ወይኔ እንዴት ደስ እንደሚለኝ ማለቴ አንዳንዴ ራሱ ወደ ውጪ መውጣት አለፈል አልወድም እኔ አብዛኛው ጊዜ ቤት ነው ቁጭ ማለት የምወደው ማለት ነው ግን ቀዝቃዛ የአየር ሁኔታ ሲኖር ጃኬት አድርጌ የሆነ ሻርፕ ምናምን አድርጌ ወደ ውጪ መውጣት ደስ ይለኛል ማለት ነው ከዛ ማለቴ እኔ ለምሳሌ እኔና ጓደኞቼ ጓደኞቼ እንዝናና ወጥተን ወደ ውጭ ወጥተን እንዝናና ምናምን ሲሉኝ አብዛኛው ጊዜ እኔ እምቢ ነው የምላቸው በቃ የሆነ ነገር እያደረኩ ነው ምናምን ነው የምላቸው ዋሽቼም አይደለም አብዛኛው ጊዜ ስራ ስለሚበዛብኝ ወደ ውጪ የመውጣት እድልን አላገኝም ቀዝቃዛ ሲሆን ግን እኔ ይደውል ይደውልላቸውና አሁን እንውጣ በቃ እንውጣ ምናምን ነው የምላቸው በቃ ቀዝቃዛ ሲሆን ራሱ የአየር ሁኔታው በቃ ወደ ውጭ መውጣት ራሱ በጣም ነው ደስ የሚለኝ ማለት ነው ከዛ ጓደኞቼ ወይኔ አንቺ ግን ምንድነው እብድለሽ እንዴ አሁን ቅዝቃዛ ሲሆን ነው እንዴ ትላንት እንወጣ ብለንሽ እምቢ ብላሽ አሁን እንዴት ቀዝቃዛ ሲሆን እንውጣት ያለሽ ምናምን ይሉኛል ማለት ነው እነሱ ቀዝቃዛ ሲሆን መውጣት አይወዱም እኔ ደግሞ ቀዝቃዛ የአየር ሁኔታ ሲኖር መውጣት የምወደው ወደ ውጪ ራሱ ማለት ነው እና እስከዚህ እስከዚህ ያክል ነው ቀዝቃዛ የአየር ሁኔታ የምወደው ማለት ነው ውጪ እስከመውጣት ድረስ ቀዝቃዛ ሲሆን እና እንደውም እኔ ከወቅቶች በሙሉ የምወደው ክረምት ነው ክረምት ለምንድነው የምወደው ክረምት ሁሌ ቀዝቃዛ ነው ቀንም ቀዝቃዛ ነው ጠዋትም ማታም ቀዝቃዛ ስለሚሆን በጣም ነው ደስ የሚለኝ ማለት ነው ደግሞ ቤታችን ድባቡ ራሱ ቀዝቃዛ የአየር ሁኔታ ሲኖር በቃ ይለያል እንዴት ነው በቃ የሆነ ፀሀይ ምናምንም አይኖርም ቀዝቃዛ ሲሆን አብዛኛው ጊዜ ፀሀይ አይኖርም ማለት ነው ፀሀይ ኮነሮማ ሙቀት ነው የሚሆነው ስለዚህ ቀዝቃዛ አይበልም ቀዝቃዛ ሲሆን ፀሀይ አትወጣም ነገር ሳትወጣ ስትቀር ነው ቀዝቃዛ የሚሆነው የአየር ሁኔታው ማለት ነው ከዛ ቤታችን ፀሀይ ፀሀይ የሚገባ ከሆ ፀሀይ ከወጣች ፀሀይ ይገባበታል ካልወጣችሁ ግን አይገባበትምና ትንሽ ጨለም ነገር ይላል ከዛ ዲም ላይት ሁሌ ስለሚበራ ቤታችን ጨለም ይልና ዲም ላይዩቲ ይበራል ከዛ እናቴ አብዛኛው ጊዜ ቀዝቃዛ ሲሆን ቡና ታፈላለች ማለት ነው ቡና የኢትዮጵያ ባህላዊ የቡና አፈላል አለ በዛ መንገድ ነው የምታፈላው እንጂ በማሽን አንድ ሲን ተጠጥቶ ዝም አይባልም ቤታችን ማለት ነው እስከ ሶስተኛ ምናምን ነው የሚጠጣው እና እናቴ ቡና ስትጠጣ እኔ ደግሞ የቁርስ ቡና የሚበላ አለ እንደ ሽምብራ ባቄላ ምናምን ይበላል አምባሻም አንዳንዴ ይበላል ግን ቀዝቃዛ ሲሆን ሽምራ ነው አብዛኛው ጊዜ የሚበላው እና የቆርስ ቡና እኔ እየበላው ከናቴ ጋር ቁጭ ብዬ የአየሩ ሁኔታ ቀዝቃዛ የአየሩ ሁኔታ እያጣጣምኩኝ ነው የማሳልፈው ማለት ነው እና የቀዝቃዛ የአየር ሁኔታ ሲኖር በቃ የምን የልቤን ነው የማሳካው ማለት ይቻላል በጣም ነው የምወደው አየሩ ቀስ ቀስ ሲል ማለት ነው እና እኔ በጣም ነው የምወደው

ጥያቄው ምንድነው የሚለው በእጅ መሸመን ታውቃለህ ነው የሚለው? አዎ በእጅ መሸመን አውቃለሁ ሸምኜ ግን አላውቅም። ማለቴ የሚሸምኑ ሰዎች አያለሁ። በራሴ ግን በእጄ መሸመን ሸምኜ አላውቅም ራሴም አልችለውም። ደግሞ አልችለውም። እንደውም አንድ የሚሸምን ሰው ሰውዬ አለ የምናውቀው ቅርብ የቅርብ ጓደኛችን አለና የሚሸምን ነው። ሰውየው ማለት ነው ትልቅ ነው የወላጆቼ ጓደኛ ነው የኔ ጓደኛ አይደለም የወላጆቼ የወላጆቼ ያህል ነው እድሜው ማለቴ ለወላጆቼ ነው ጓደኛቸው እና ሽመና ሽመና ነው የሚሰራው ማለት ነው። እናም መሸመን አንዴ ሲሸምን አይቼው ድሮ ነበር ልጅ እያለው ምናምን ልጅ ስል ማለቴ ዘጠነኛ ክፍል ምናምን እያለሁ ማለት ነው። ከእናቴ ጋር ወደ እዛ ወደ እሱ ሄደን እየሸመነ ነበር እና ሽመና እንደውም መማር እፈልጋለሁ ምናምን ስለው ደስ አለው እኔ በተመቸሽ ሰዓት ነይና አስተምርሻለሁ ምናምን ብሎኝ ነበር እንደውም ማለት ነው። ግን እኔ ደግሞ በጣም ደስ ደስ ብሎኝ ነበር መሸመን ብችል ደስ ይለኛል እኔ መሸመን እወዳለሁ። ግን ምንድነው እናቴ ምን አለችኝ ከቤታቸው ወደ ቤቱ ወደ ወደ ሰውየው ቤት በጣም ሩቅ ነው። በቃ ሁለት ታክሲ ምናምን ነው ከቤታችን ማለት ነው። ከዛ ለምሳሌ ሁለት ታክሲ ማለት ደግሞ በቃ አንድ ሰዓት ምናምን ይፈጃል። አንድ ተኩል ምናምን ይፈጃል ደግሞ የነሱ አካባቢ ብዙ ጊዜ እንትን ነው ጸጥታው ብዙ አይደለም ማለቴ ብዙ ሌቦች ምናምን አሉ እዛ ሰፈር ድሪዮ ዱሪዮዎች ምናምን ያሉበት ሰፈር ነው ማለት ደስ የማይል ሰፈር ነገር ነው። እና ደግሞ ዘጠነኛ ክፍል ነበርኩኝ ከአሥራ ስምንት አመት በታች ነበርኩኝ የዛኔ ማለት ነው። እና እናቴ ወደዛ አንደኛ ነገር ሩቅ ነው ከቤታችን አለችኝ ሁለተኛ ነገር ደግሞ ብዙ እንትና ዱርዬዎች ምናምን የሚሰባስቡበት ቦታ ስለሆነ አትሄጂም አለችኝ። እና በቃ የዛኔ በጣም ነበር የከፋኝ ምክንያቱም የሆነ መሸመን እላመዳለሁ እችላለሁ ብዬ አስቤ ነበር እና ከዛም መለማመድ እንደማልችል ሲገባኝ በጣም ነበር የደበረኝ ማለት ነው። ደግሞም የእናቴ ህግ እሺ ምናምን እናቴ ሳልሰማ ደግሞ ዝም ብዬ እምቢ ብዬ መሄድ አልችልም ከዛ በቃ ተውኩት ማለት ነው። ከዛ እንደውም ሳገኘው አይ ችግር የለውም ስታድጊ በራስሽ መሸመን ትችያለሽ ቀላል ነው ምናምን ነው የሚለኝ። በቃ የዛን ኢንደዉም ራሱ ትንሽ ለመማር ሞክሬ ነበር የዛን ቀን ሄጄ እያለሁ ከእናቴ ጋር ማለት ነው እና ቀላል ነው ምናምን ብሎን ከባድ ነው የሚመስለኝ ግን ሰውየው በጣም ቀላል ነው። በሁለት ቀን ምናምን መሸመን መማር ትችያለሽ ምናምን ነበር ያለኝ ማለት ነው። እና በእጅ መሸመን ሲሸመኑ ምናምን ሰዎች አያለሁ እኔ ግን ሸምኜ አላውቅም ማለት ነው። እንደውም ወላጆቼ የሚሰሩት አይነት ስራ ከዛ ጋር የተያያዘ ነው። ከሽመና ጋር አባቴና እናቴ መሽመን አይችልም ግን ምንድነው የሚሰሩት ጥልፍ ነው የሚሰሩት። እና ይሸጣሉ ጥልፍ ሰርተው ምናምን ይሰራሉ ማለት ነው። ይሸጣሉ ከዛ ግን ያ መጀመሪያ ጥልፍ ከመጥለፍ በፊት ምንድነው የሚደረገው ጥጥ ምናምን ይሸመናል አይደል? ከዛ ከተሸመነ በኋላ ወደ ሰፊ ወደ ልብስ ሰፊ ተወስዶ ይሰፋል እና ከዛ በኋላ ጥልፍ ተጠልፎ ይሸጣል ነው። እና ወላጆቼ እንደዛ ነገር እንደዛ አይነት ልብሶች ስለሚሸጡ መጀመሪያ ሁሌ ወደ ሸማኔ ወደ ሸማኔ ወደሚሸምነው ሰውዬ ይሄዳሉ ማለት ነው የተሸመነ ልብስ ለመግዛት ማለት ነው። እና እኔ ከወላጆቼ ጋር ምናምን አንዳንዴ እሄዳለሁ እና ስሄድ በቃ የሚሰሩት ነገር በጣም ነው ደስ የሚለኝ የመር እስካሁን ራሱ አሁን ራሱ ያ የምለማመድበት ሽመናን የምለማመድበት እድል ምናምን ቢያጋጥመኝ በእርግጥም መሸመን እለማመድ ነበር ማለት ነው። አሁን አሁን ግን በቃ ያንን እድል ማግኘት ሳልችል በቃ ዩኒቨርሲቲ ገባሁ ማለት ነው። አሁን ሸማኔን ከማላገኝ አንድ ስድስት ወር ሆነኛል። ክረምት ላይ ግን የሆነ ከእናቴ ጋር ወደ ሌላ ሸማኔ ሄደን የዛኔም በቃ ደስ ብሎኝ ነበር በቃ አሁን መማር ብችል የዛኔ መማር ብችል ወይ ደግሞ አሁን እድሉን ባገኝ በእርግጠኝነት እምቢ የማልለው እድል ነበር። ሽመናን በጣም ነው የምወደው ማለት ነው። ደግሞ ኢትዮጵያን ይገልጣታል ብዬ አስባለሁ። ምክንያቱም የኢትዮጵያ ባህላዊ የሀበሻ ልብስ አብዛኛው ጊዜ በሽመና ነው የሚሰራው ማለት ነው። አሁን ከሽፎን ሽፎን ነው እንጂ የማይሸመነው ሽፎን አይሸመንም። ሌላ ሌሎች ግን እንደ ጥልፍ ዙሪያ ምናምን የመሳሰሉት ምንድነው ማነው የሚሰራቸው ሸማንዬዎች ነው የሚሰሩት ማለት ነው። እና እኔ አይቼ አውቃለሁ ሽመናን አውቃለሁ ማለት ነው። ይሄ ደግሞ የማይጠፋ ነው ብዬ አስባለሁ ኢትዮጵያ ውስጥ መጥፋትም የሌለበት ነገር ነው ብዬ አስባለሁ ማለት ነው። እናም በእጅ መሸመን አውቃለሁ።

ጥያቄ ምንድነው የሚለው የምትወደው ፊልም ምንድነው ነው የሚለው። እኔ በጣም የምወደው ፊልም በሶስት ሶስት አይነት ቋንቋ ስለምችል ሶስት አይነት ፊልም ነው የምጠቅሰው ማለት ነው በሶስት ቋንቋ የተሰራ በጣም የምወደው አይነት ፊልም ነው የምጠቅሰው ማለት ነው እና አንደኛ ከትግርኛ ብጀምር ከትግርኛ በጣም የምወደው ፊልም ገሬእሙን ይባላል። ገሬሙን የሚባል ተከታታይ እንደ ሲት ኮም አይነት አለ እና እሱን ነው በጣም የምወደው ማለት ነው የሆነ አስቂኝ ነው ያ ገሬእሙን የሚባለው ፊልም በጣም የሚያስቅ አይነት ፊልም ነው የሆነ እሁድ እሁድ ስድስት ሰዓት እስከ ሰባት ሰዓት ነው የሚተላለፈው ከዛ እስካሁንም አለ አሁን ግን ማየት አቁሜያለሁ ያ ፊልም የማየት እድልን እያገኘሁ ስላልሆነ አቁሜያለሁ ማየቱን ግን ድሮ በጣም የምወደው አይነት ፊልም ነበር ከዘጠነኛ ክፍል ጀምሮ እስከ አስረኛ ምናምን ክፍል ዘጠኝ እና አስር ስምንተኛ ክፍል እያለሁ እሱን ሁሌ ስለማየው እና በጣም የሚያስቀኝ ፊልም ስለሆነ በጣም እወደዋለሁ ማለት ነው ግን ያ ፊልም ያ ፊልም አስቂኝ ብቻ አይደለም አስተማሪም ነበር ማለቴ አሁን የሆነ ነገር ሀገራችን ላይ ቢፈጠር ወይም ደግሞ የሆነ አዲስ ነገር ሆኖ በጣም የሚያደናግር ነገር ሲኖር የሆነ የሚያስገርም ነገር ክልል ሀገራችን ውስጥ ምናምን ሲፈጠር በዛ አድርገው ለሰዎችን እንደማስተማሪያ አድርገው ወደ አስቂኝ ቀይረው ነው የሚያቀርቡት ቲያትሩ ድራማው ማለት ነው እና በጣም ነው የምወደው ያ ፊልም እሱን ማለት ነው ሌላ አማርኛ ፊልም የምወደው ደግሞ ምንድነው የሚለው ላምባ ነው የሚለው ላምባ የሚል ፊልም አለ ድሮ የተሰራ ነው ከአምስት አመት ከስድስት አመት በፊት አዎ ከዛ በፊትም ሊሆን ይችላል እኔ ግን ያየሁት ከአምስት አመት በፊት መሰለኝ እና ያ ፊልም እሱ በጣም የወደድኩት ፊልም ነው ምንድነው ታሪኩ የሆነች ልጅ ነበረችና ከዛ ኩላሊት ታመመች የኩላሊት ህመም ያዛት ከዛ በኋላ እሷን ለማሳከም ምናምን ሲሉ ሲሉ ወላጆቿ እህት እና ወንድሞቿ አባታቸውም ሞቷል መሰለኝ እየረሳሁት ነው ያ ፊልም ግን አባታቸው ሞቷል ሞቶ እንደሞተ ነው የሚታየው እዛ ፊልም ማለት ነው ከዛ እህታቸው ስትታመም እሷን ለማሳክም ኩላሊት አይታከምም ማለቴ አሁን ኩላሊት ንቅለ ተከላ ካልተደረገ የሚሻል አይነት በሽታ አይደለም ሁለቱ ኩላሊቷ ነው እንትን ያደረገው ፌል ያደረገው ማለት ነው ከዛ እሷን ለማሳካም ሲሉ ወንድምና እህት ነበራት እናቷም ነበሩ በጣም ከርተት ሲሉ ማለቴ ሲንከራተቱ ቤታቸው ራሱ ሲሸጡት ቤታቸው ራሱ ሸጠው ምናምን እሷን የ የኩላሊት አጠባ ምናምን ሲደረግላት ምናምን ነው የሚታየው ፊልሙ ማለት ነው። ከዛ ደግሞ ወንድማ ደግሞ መጨረሻ ላይ ለሷ ሲል ማለቴ ኩላሊቷን በየቀኑ እንትን ማድረግ አለበት አይደል መታጠብ አለበት ከዛ እሱን ማጣራት አለበት አይደል ከዛ እሱን ለማድረግ ዲያግኖሲስ ነው የሚባለው ዲያሊሲስ ዲያሊሲት ለማድረግ ወንድሟ ይለምናል በቃ ቤተክርስቲያን አጠገብ ሆኖ ሲለምን ምናምን ይታያል እና በጣም ነበር የሚያሳዝነው ያ ፊልም ማለት ነው መጨረሻ ላይ ደግሞ እህቷም ታመመች ኩላሊት የኩላሊት በሽታ አመማት ማለት ነው በቃ እንደዛ አይደለም በጣም የሚያስለቅስ አይነት ፊልም ነው ያ ፊልም እሱ ማለት ነው እና ሶስተኛ ያስለቀሰኝ ፊልም ነበር ያ ላምባ የሚባለው የአማርኛ ፊልም ማለት ነው ሶስተኛ በጣም የምወደው ፊልም ደግሞ የእንግሊዘኛ ነው የምጠቅሰው ማለት ነው ገርል ሃንትስፖይ የሚል አለ ፊልም ማለት ነው እሱ ደግሞ አስረኛ ክፍል እያለው ነበር ያየሁት ከዛ አንድ ሴት በሆነ ዘመን ላይ የነበረች ሴት ናት ከዛ የዛኔ የሆነ ቀለበት ከቤተ መዘክር ወስዳ ከሙዚየሙ ወስዳ አንዴ ስታነሳው አንዴ እጇ ላይ ስታደርገው በቃ መንፈስ ሆና ለብዙ አመት እንደምት እንደምትቆይ ምናምን ነው ቆይታ ምናምን ከዛ ሌላ የዘመኗ ያልሆነ ልጅ ተዋውቃ ምናምን ከዛ ማለቴ ተፋቆሩ ነገር ከዛ በኋላ እሷ መንፈስ ነበረች እና በቃ እሱን ነገር ያ ገርል ሃንትስቦይ የሚል ፊልም በጣም የወደድኩት ፊልም ነበር ማለት ነው አስረኛ ክፍል እያለው እንደዛ እያለ ነው የሚቀጥለው ታሪኩ አሁን እዚህ ልጥቀሰው ልጨርሰው ብል አልጨርሰውም እና ሶስቱም ፊልም በጣም የወደድኳቸው ፊልም ነበሩ ማለት ነው አሁን ራሱ በቃ ፊልም እንደዛ አይነት ፊልም ደስ ነው የሚለኝ የሆነ ረጋ ያለ የሆነ የሚያስለቅስ አይነት ፊልም ነው የምወደው እና ሶስቱ ፊልም ሁለቱም ፊልም ያስለቀሱኝ ፊልሞች ነበሩ አማርኛና እንግሊዘኛውን ያ ትግርኛውን ደግሞ ሁሌ የሚያስቀኝ አይነት ፊልም ስለሆነ ነው የምወደው ማለት ነው እና ሶስቱን ነው በጣም የምወዳቸው ፊልሞች ሌላም አለ ግን እነዚህን በዋነኝነት እወዳቸዋለሁ ማለት ነው

ጥያቄ ምንድን ነው የሚለው የምትወደው ቀለም ምንድን ነው ነው የሚለው? እኔ የምወደው ቀለም ሰማያዊ ነው ምወደው በጣም ማለት ነው። ሰማያዊ ቀለምን አይደለም አንደኛ ምወደው ነጭ ነው። ረስቼው ነው ሰማያዊ ሁለተኛ ነው ምወደው አንደኛ ነጭ ነው ምወደው ማለት ነው። እኔ ነጭ ቀለም የምወድበት ምክንያት ምንድን ነው? ቤተክርስቲያናችን ላይ ነጭ ቀለም ማለቴ ነጭ ነገር በቃ የሆነ እንደ ንጽህና ምናምን ሚያመለክት ስለሆነ ነጭን በጣም ነው ምወደው ማለት ነው። በቃ ነጭ ለኔ በቃ ትልቅ ትርጉም ነው ያለው። ለምሳሌ የሆነ ሰው አሁን እኔን ነጭ አበባ ነው ምትፈልጊው ወይም ቀይ አበባ ምናምን ብሎ ቢጠይቀኝ ወይ ደግሞ ሮዛ አበባ ምናምን በእርግጠኝነት ነጭ ብዬ ነው ምመልሰው ማለት ነው። ልብስ ራሱ እኮ ነጭ ነው እኔ ምወደው ማለት ነው አብዛኛው ጊዜ ቶሎ ስለሚቆሽብኝ ነው የማልለብሰው እንጂ። አብዛኞቹ ልብሶቼ ቲሰርቶቼ አንዳንድ ሱሪዎቼ ራሱ ነጭ ነው ክለራቸው ማለት ነው። ነጭ ቀለም ነው ያላቸው እና እኔ ነጭ ቀለምን በጣም ነው ምወደው በቃ ንጽህናን የሚያመለክት ነገር ስለሆነ ነጭን ደስ ይለኛል ማለት ነው። ደግሞም መጽሐፍ ቅዱስ ላይ ነጭ ቀለም ስንቴ እንደተጠቀሰ ብዙ ጊዜ ነው የተጠቀሰው ማለቴ አምላካችን ነጭ ለብሶ እንደተነሳ መጽሐፍ ቅዱስ ያወራል። እኛ ራሱ ዳግም ምጽአት ላይ ጌታችን መዳህኒታችን አምላካችን እሱስ ክርስቶስ በድጋሚ ሲመጣ እና እኛ ከሙታን ስንነሳ ክርስቲያን በቃ ሁሉም ሰው ስንነሳ ከሙታን ሁሉም ሰው ሲነሳ ማለቴ ጻድቅ የሆነ በነጭ ልብስ ለብሶ እንደ ፀሀይ ከፀሀይ ሰባት እጅ ሚበልጥ ብርሃን ብርሃን ለብሶ እንደሚነሳ ያወራል ማጽንት መጽሐፍ ቅዱስ ለዛውም ነው እኔ ነጭ ቀለምን ምወደው ማለት ነው። በቃ ነጭ የሆነ ነገር ሁሉንም ነገር ደስ ይለኛል እኔ በቃ ነጭ ልብስ ነጭ አበባ ነጭ የፀጉር የፀጉር ማሳያዣየ ራሱ ነጭ ነው ምገዛው አብዛኛው ጊዜ ማለት ነው ነጭ ሲሆን ደስ ይለኛል ማለት ነው። ነጭ ሁሉም ነገር ነጭ ሲሆን ደስ ይለኛል ጫማዬ ራሱ አብዛኞቹ ድፍን ጫማ ድፍን ጫማዎቼ ነጭ ናቸው ከለራቸው ማለት ነው። እና እኔ ነጭ ቀለም በጣም ነው ምወደው ማለት ነው። በሁለተኛ ምወደው ሰማያዊ ቀለምን ነው ምወደው ሰማያዊ ቀለም ተነጭ አልፎ ሁለተኛ ሰማያዊውን ነው የምወደው ሰማያዊውን የምወድበት ምክንያት ደግሞ በቃ ደስ ይለኛል ከለሩ በቃ የተለየ ነገር ነው አሁን ሰማይ ራሱ እኮ ሰማያዊ ነው አይደል አንዳንድ ውቅያኖስ ምናምን ደግሞ ሰማያዊ ነው። ሰማያዊ ናቸው አበባ ራሱ ከነጭ አልፍ ከነጭ በኋላ ሰማያዊ አበባ ቢሰጠኝ ደስ ይለኛል እንደ ስጦታ እና እናቴ ራሱ ምን አይነት ቀለም እምደምወድ ስለምታውቅ አብዛኛው ጊዜ የምትሰጠኝ አበባ ምናምን ለልደቴ ምናምን ለምርቃ ምርቃ ሲኖር ምናምን ምትሰጠኝ ነጭ አበባና ሰማያዊ አበባ ነው ምትሰጠኝ። እኔ ሰማያዊ ከለርን ደግሞ በጣም ነው የምወደው። ልብሶቹንም ደግሞ በሰማያዊ ቀለም ሰማያዊ ሰማያዊና ነጭ ቀለም ያላቸው ነው የምገዛው ልብሶች ራሱ ማለት ነው። እና ሰማዩ ቀለምም እወጣዋለሁ ማለት ነው። በሶስተኛው የምወደው ቀለም ፒንክ ነው ማለት ሮዝ ነው ሮዝ በጣም ነው ደስ የሚለኝ ማለት ነው በሶስተኛ ከነጭ ከሰማያዊ በሶስተኛ ምወደው ቀለም ሮዝ ነው ማለት ነው። ሮዝ ደግሞ በጣም ነው ደስ የሚለው እኔ በቃ የታዘብኩት ነገር እንደያውም እነዛ ደመቅ ያሉ ቀለሞች አልወድም እኔ አሁን ቀይ ቀለም ደስ አይለኝም። ቀይ ደስ አይለኝም ጥቁርም ደስ አይለኝም የሆነ አረንጓዴም ደስ አይለኝም በቃ እኔ ህስስ ያለው ማለቴ ብዙም ደመቅ ያላሉ ቀለሞች ነው የምወደው ቢጫ ራሱ እኮ እኔ ደስ አይለኝም ቢጫ ቀለም ደስ አይለኝም። በሶስተኛ እንዳልኩት ሮዝ ቀለም ነው የምወደው ማለት ነው። ሮዝ አበባም አሁን ደስ ይለኛል አሁን እንደውም የሆነ አበባ ከነጭም ከነጭ አንደኛ ነጭ ነው የምወደው ከነጭ በኋላ ግን ሶስቱ የሶስቱ ድብልቅ ነጭ ሰማዩና ሮዝ ቀለም ያላቸው አበባዎች ያሉ ደስ ይሉኛል ማለት ነው። እና አርቲፊሻል አበባ እንኳን አልወድም ያ ኦሪጅናሉ ማለቴ ሚበቅለው አበባ ነው ደስ የሚለኝ የጽጌሪዳ አበባ ሆኖ እና ነጭ ሲሆን ወይ ደግሞ ሰማያዊ ወይ ደግሞ ሮዝ ሲሆን ነው እኔ በጣም ደስ የሚለኝ ማለት ነው። አብዛኞቹ ሴቶች ደግሞ የሆነ እንደውም በቃ አብዛኛው ሰው ምንድን ነው ሚለው አብዛኞቹ ሴቶች ሮዝ ቀለም ነው ሚወዱት ምናምን ይላል። ጓደኞቼ ራሱ የሆነ ልብስ ምናምን እንዲሰጡኝ ስጦታ ከፈለጉ ወይ ደግሞ አበባ ሮዝ ነው ሚመርጡት። በመጀመሪያ ማለት ነው ሮዝ ሞድ ነው መጀመሪያ ምመስላቸው እኔ ግን በመጀመሪያ የምወደው ቀለም ነጭ ነው። ከዛ ሲያቁ ለምንድነው ነጭ የምትወጂው ምናምን ይልና ማለት ነው። ከዛ ግን ትርጓሜ ምናምን ስነግራቸው ለምን እንደምወድ ምናምን ስነግራቸው ነጭ ቀለም አሃ ልክ ነሽ ምናምን ይላሉ ማለት ነው። ግን ትርጉም ባይኖረውም ራሱ በእርግጠኝነት ነጭ ቀለም እምወድ ይመስለኛል እኔ በቃ አሁንም ቀጣይም ነጭ ቀለም ነው የምወደው

ጥያቄ ምንድነው የሚለው ድንጋይ ስብስብ ታደርጋለህ ወይ? ነው የሚለው ድንጋይ ስብስብ ማለት ምንድነው ድንጋይን መሰብሰብ ማለት ነው እና እኔ ድንጋይ ስብስብ አላደርግም ምክንያቱም በሀገራችን ላይ ደግሞ ይሆናል ዝም ብሎ ካለምንም ጥቅም ድንጋይ የሚሰበስብ ሰው እብድ ነው የሚባለው እና እኔ እብድ መባል ስለማልፈልግ ድንጋይ አልሰበስብም ነው መልሴ ምክንያቱም ምንም ማለቴ ድንጋይ አሁን ጥቅም አለ አለው አሁን ቤት ምናምን ለመስራት ምናምን ጥቅም አለው አሁን ድንጋይ ማለት ነው እንደውም አሁን ላይ ድንጋይ በቤት አይሰራም እውነቱን ለመናገር ማለት ነው በብሎኬት ምናምን ነው የሚሰራው እንጂ በድንጋይ አይሰራም እናም በቃ ድንጋይ ለምን እሰበስባለሁ ቆይ ምንም ስለማይጠቅመኝ ድንጋይ መሰብሰብ ምንም ስለጥቅም ስለሌለው እኔ ድንጋይ አልሰበስብም ምናልባት ልሰብስብ ብል መሰብሰብ ምናምን በጀመርኩበት ሰዓት ወይኔ እቺ ልጅ አደበደች ምናምን ብሎ ምናልባት ሰው ድንጋይም ሊወረ ሊወረውርብኝ ይችላል ማለት ነው ሊሰብድበኝም ይችላል እብድ ናት ምናምን ብሎ ማለት ነው ስለዚህ እንደዛ ስለሆነ ለምን ድንጋይ ሰበስባለሁ እብድ ለመባል ስለዚህ አልሰበስብም ማለት ነው እኔ ማለት ነው እና ድንጋይ ስብስብ ስብስብ ታደርጋለህ ሌላ ደግሞ ምንድነው አሁን ልጆች ለማጫወት ምናምን ስፈልግ ግን ምናልባት የዛኔ ልሰበስብ እችላለሁ ከዚህ በኋላ ከዚህ በፊት ሰብስቤ አላውቅም በቃ እንዳልኩት እብድ እንዳልባል ስለምፈራ ከዚህ በፊት ሰብስቤ አላውቅም ድንጋይ ድንጋይ ማለት ነው አሁን በኋላ ግን ምናልባት ልሰበስብ እችላለሁ ማለቴ ልጆች ለማጫወት ምናምን ለነገሩ ልጆች ማ ለማጫወት ራሱ ድንጋይ መሰብሰብ የለብንም ምክንያቱም በድንጋይ ሊጣሉ በዛም ሊጣሉ ሊማቱ ስለሚችሉ ልጆች ለማጫዎትም ራሱ ድንጋይ መሰብሰብ የለብንም ባይ ነኝ እና ድንጋይ ምንም ማለቴ ምንም ስለማልጠቀምበት ሰብስቤ ምንም የማልጠቀምበት ነገር ደግሞ ማድረግ አልፈልግም እኔ ማለት ነው አሁን በቃ ድንጋይ ልሰብስብ ምናምን ብዬ ብሰበስብ ምናምን ምንም ስለማልጠቀምበት አሃ አሁን አሁን ግን የሆነ ነገር ትዝ አለኝ ድንጋይ ስብስብ ስብስብ ታደርጋለህ ሲል ምንድነው ትዝ ያለኝ ድሮ ልጆች እያለን ዘጠኝ አመቴ ምናምን እያለ ማለት ነው በድንጋይ ጨዋታ የሆነ ጨዋታ ዲፖ የሚባል አይነት ጨዋታ እንጫወት ነበር እና እሱን በአምስት ትናንሽ ድንጋዮች ክብ የሆነ ቅርጽ ያላቸውን እንሰበስብና ወይ በአምስት ወይ ደግሞ በሰባት ወይ ደግሞ በአስራ ሁለት የሚባል ነገር እንጫወት ነበር እና ድንጋይ ምናልባት ልጆች አሁን ያን ጨዋታ መጫወት ከፈለጉ ምናልባት ልሰብስብላቸው እችላለሁ ሌላም አለ ባህላዊ ጨዋታ እኔ ተጫውቼው አላውቅም እንጂ ገበጣ ምናምን ነው የሚባለው በትግራይ አካባቢ ነው የሚጫወቱት አብዛኛው ጊዜ እኔ እንጃ አማራ አካባቢ ምናልባት ሌላ የኢትዮጵያ አካባቢ ይጫወቱታል ወይም አይጫወቱትም አላውቅም ግን አብዛኛው ጊዜ ትግራይ ውስጥ ነው የሚጫወቱት ያ ነገር ማለት ነው እና ትናንሽ በጣም ደቃቅ ደቃቅ የሆኑ ድንጋዮች በጣም ትናንሽ የሆኑ ድንጋዮች ይሰበሰቡና ከዛ ያ ገበጣ የሚባለው አይነት ጨዋታ ይጫወቱ ነበር ድሮ ወላጆቼ ምናምን እንደነገሩኝ ከሆነ ማለት ነው እና እንጂ ሌላ ለሌላ ነገር ድንጋይ ሰብስቤ አላውቅም እና አዎ ሌላ ነገርም አዎ አሁን ተክል በመስኮት ሳይ ድንጋይ መሰብሰብ ትዝ አለኝ ድንጋይ አንዳንዴ አዎ እሰብስባለሁ አልፎ አልፎ ማለት ነው ለምንድነው የምሰበስበው አሁን ተክል ምናምን ስተክል ሰው እንዳይረግጠው ምናምን ከፈለኩ ደግሞ ትንሽ ከሆነ ያ ትክል ገና መብቀል ላይ ያለው ከሆነ ተክሉን ለመከላከል ብዬ ድንጋይ አከብበታለሁ ድንጋይ ሰብስቤ ያ ተክሉ ዙሪያ ላይ ሳደርገው በዛ በዛ ሰው አያልፍም ማለት ነው ተኩሎ አይረብጠውም ሰው ማለት ነው ለዛ ስል አንዳንዴ ድንጋይ ድሮ እሰብስብ ነበር ስብስብ የድንጋይ ስብስብ አደርግ ነበር ማለት ነው ለትክሉ ስል ነው ግን እንጂ ለሌላ ነገር አልጠቀምበትም ከዛ ተክል ላይ ዙሪያው ሳደርግበት ሰው ሰው አይረግጠውም ማለት ነው ለዛ ነው የድንጋይ ስብስብ የምጠቀምበት ማለት ነው ለሌላ ነገር የድንጋይ ስብስብ አልጠቀምበትም ምክንያቱም በቃ ቅድም እንዳልኩት አሁን ድንጋይ ምናምን የሚሰበስበው በሀገራችን እብድ ነው ተብሎ ነው የሚቆጠረው በቃ የሚገርመው ነገር ማለት ነው እና ሰዎቹ ደግሞ እብድ እብድ ሲያዩ ልጆች ምናምን እብድ ምናምን ብለው ይሳደባሉ በድንጋይ ያራሩጡታል እብዱ የተባለ ሰውዬ ማለት ነው አንዳንዴም ሊያራሩጥ ሊያሯሩጣቸውም ይችላል ያ አብዱ እና ስለዚህ ድንጋይ መሰብሰብ ሀገራችን ሀገራችን ውስጥ እንደ ነውር ነው የሚቆጠረው ማለቴ ዝም ብለህ ከመሬት ተነስተህ ድንጋይ ብትሰበስብ እብድ ነው ብሎ ነው የሚያራርጡ እና ለዛም ለዛ ሲባል እኔ ብዙ ጊዜ ድንጋይ አልሰበስብም ከነዛ ካልኳቸው ከቅድም ሁኔታ ውጪ ከሆንኩኝ ማለት ነው

ጥያቄ ምንድነው የሚለው ኮከቦችን መመልከት ትወዳለህ ወይ ነው የሚለው? አዎ እኔ ኮከቦችን መመልከት በጣም ነው ደስ የሚለኝ። እንደውም ማታ ማታ ሁሌ ሁሌ ሳይሆን አንዳንዴ ማለቴ በሳምንት አራቴ አምስት ቀን ምናምን ማታ ማታ እወጣና ኮከቦችን እመለከት ነበር ድሮ ማለት ነው። አሁን አሁን እንኳን ይሄ ልምዴ እየተውኩት ነው። ድሮ ግን ሰባተኛ ክፍል የለው። እንደዛ አደረግ ነበር ስምንተኛ ሰባተኛ እና ስምንተኛ ክፍል ዘጠነኛ ክፍልም እያለው እንደዛ አደረግ ነበር ማለት ነው። ማታ ማታ እየወጣሁ ኮከቦችን መልከት ነበር። ግን እኔ አሁን ሳስበው ድሮ እኔ አሁን እያደኩ ሲሄድ በቃ ያ አሪፍ አሪፍ ልምዶች የነበሩት ነገር እንደውም እየተውኳቸው ነው። ማለቴ አሁን ኮከብ መመልከት አሁን ደስ ይለኛል እኮ ግን ወጥቼ ብዙም አልመለከትም በቃ አንዳንዴ አልፎ አልፎ በወር ሁለቴ ምናምን ነው ወጥቼ ኮከቦችን የምመለከተው። እሱም ሲደብረኝ በጣም ሲደብረኝ ወይ ደግሞ በጣም ከከፋኝ ምናምን ነው ወጥቼ የማየው እንጂ ሁሌ የመመልከት ልምድ እንደ ድሮ የለኝም አሁን ላይ ማለት ነው። ድሮ ላይ ግን በቃ ሁሌ በየቀኑ ማለት ነው ሁሌ በየቀኑ ማለት በማይችል ደረጃ ኮከቦችን እመለከት ነበር ማለት ነው። ማታ ማታ እንዴት ነው ኮከቦችን የምመለከተው የዛኔ? ወደ ቤተክርስቲያን ሁሌ ማታ ማታ እሄድ ነበር። ከአሥራ አንድ ተኩል ጀምሮ እስከ አስራ ሁለት ተኩል ማለት ነው። እስከ አንድ ሰዓት አካባቢ እሄድ ነበር ሁሌ ማለት ነው። ከዛ ሰባተኛ ክፍል ስምንተኛ እና ዘጠነኛ ክፍል እያለሁ ማለት ነው ከዛ ሲሄድ እዛ ቤተክርስቲያን ላይ ሆኜ። ውጪ ነው የምንማረው ስብከት ምናምን አለ ከአስራ አንድ ተኩል ጀምሮ እስከ አንድ ሰዓት ስብከት አለ መዝሙር አለ። እና በቃ ጸሎቱም አለ ማለት ነው። እና ከአስራ አንድ ተኩል ሁሌ ስለመሄድ አንድ ሰዓት አካባቢ ሲሆን ሲጨም ሲጨልም ኮከቦችን እመለከታለሁ እዛ መዝሙሩም እየሰማሁ በዛ ስብከትም እየሰማሁ ምናምን በዛም ኮከቦችን እመለከት ነበር። እና አሁን ላይ ግን ብዙም ኮከቦች እንደ ድሮ አልመለከትም። ግን ሳስበው አሁን ላይ ለምን ኮከቦች እንደማልመለከት ለራሴ ሳስበው እንደ ጥሩ ቤተክርስቲያን ስለማልሄድ ወይ ደግሞ ወደ ውጪ በማታ ስለማልወጣ ነው። ድሮ ሁሌ የምወጣው ወደ ቤተክርስቲያን ላይ ስለማመሽ ኮከቦችን የማየት ሁኔታ ያጋጥመኝ ነበር። እንደውም ተወርዋሪ ኮከብ የሚባል የሚባለውን የሚባለውንም ደግሞ ለማየት እንደውም አንድ አንድ ጊዜ እድል አግኝቻለሁ። እናም አሁን ላይ ግን በቃ እሱንም ይቀሪና በቃ ዝም ብዬ ኮከቦችን ራሱ ስወጣ ማታ ማየት ኮከቦችን እረሳለሁ አለው አንዳንዴ ካስታወስኩት ነው። የማየው እንጂ እንደ ድሮ በቃ አስቤበት ምናምን አላይም ድሮ አስቤበት እንደውም ዛሬ ኮከቦችን አያለሁ ስብከት እሰማለሁ መዝሙርም እሰማለሁ ምናምን ብዬ። እቅድ አቅድ ነበር እቅድ አወጣ ነበር ማለት ነው እንደ እቅዴ የእቅዴ አንድ ነገር ነበር ኮከቦችን መመልከት ማለት ነው። አሁን ላይ ግን በቃ ረሳዋለሁ እሱን ማድረግ ራሱ ስወጣ ማታ በማታ አሁን አንዳንዴ እወጣለሁ እዚህም ደግሞ እንደዛም ሆኖ ስወጣ ራሱ ኮከቦችን መመልከት እረሳለሁ ማለት ነው። ግን ማየት በጣም ደግሞ ወጥ አሁንም አንዳንዴ ሳይ ስመለከት ሳላስበው አስር ደቂቃ ነው የማየው ምናምን ብዬ ብዛው አንድ ሰዓት ምናምን አድርጌ የምመለስበት ሰዓት አለ። እና አሁንም መመልከት ኮከቦችን እንደምወድ ይሄ ግልጽ የሆነ መረጃ ነው ማለት ነው። እና እኔ አሁን ላይ እንደውም እንደ ድሮ ነው መሆን የምፈልገው ያ ድሮ የነበረኝ ማንነት አንድ አንዴ እኮ በጣም ነው የሚገርመው ድሮ በልጅነታችን የነበረን ማንነት እና ስናደርግ የሚኖረን ማንነት በቃ የማይገናኝ የሚሆንበት ጊዜ አለ በቃ የድሮ የልጅነታችን በጣም ጎበዞች ነበርን በጣም ማለት የሆነ ስብእናችን በጣም ጠንካራ ነበር የሆነ ነገር ማሳካት እንደምንችል ነው የሚሰማን። ደግሞ አሪፍ አሪፍ ልምዶች ነበሩን ምናምን ማለት ነው። አሁን ላይ ግን በቃ ስናድግ ግን ያን ሁሉ ከማዳበር ይልቅ ያን ሁሉ ነገር እንተወዋለን እኔ እኔ በህይወቴ እንደውም ያጋጠመኝ ያን ነገር ነው። ሰባተኛ ስምንተኛ ዘጠኝ ክፍል ምናምን ዘጠነኛ ክፍል እያለሁ አስረኛም ደህና ነበርኩ። ግን አስረኛ እየተበላሸው ሄድኩም ነገር እንጂ በቃ ከሰባት እስከ ዘጠኝ ዘጠነኛ ክፍል በነበርኩበት ሰዓት በቃ ስብእናዬ በጣም ጠንካራ ነበር የሆነ ነገር ማሳካት ከፈለኩ አሳካዋለሁ። ኮኮብን ራሱን መመልከት ከፈለኩ ምንም ያህል ብቻዬ ቢሆን ራሱ ደግሞ ማታ አንድ ሰዓት ላይ ብቻዬን ነው የማየው። ሌላ ሰው ምናምን አብሮ እንዲሄድ ራሱ አልፈልግም ነበር ብቻዬን ቁጭ ብዬ ነበር የማየው ማለት ነው። አንዳንዴ በዛውም ቁጭ ብዬ እያለሁ ኮከቦችን እየተመለከትኩ እየተመለከትኩ ማለት ነው እጽፍ ነበር ማለት ነው። ጽሁፍ ግጥም ምናምን እጽፍ ነበር እና የዛኔ የጻፍኳቸው አሁን ሳነባቸው በቃ ጥልቅ ሚጥር ነው ያላቸው ማለት ነው። በቃ ሳነባቸው አንዳንዴ ቅኔ አሁን ላይ ቅኔም ራሱም ይሆንብኛል ማለት ነው። ግን ትርጓሜው ምናምን ጽፍ ስለጻፍኩት ነው የሚገባኝ እንጂ አንዳንዴ የዛን የጻፍኩባቸው ስነ ጽሁፎች አሁን ላይ ሳነባቸው ቅኔ እያቃኘሁ ያህል ነው የሚሰማኝ። እና ኮከቦችን መመልከት አሁንም ቢሆን

ጥያቄ ምንድነው የሚለው ምን ያህል ጊዜ መጽሐፍ ታነባለህ ነው የሚለው? እኔ ይሄን ጥያቄ በሁለት መንገድ ነው የምወስደው ምን አይነት መጽሐፍ ነው ነው። እኔ ሁሌም መጽሐፍ አነባለሁ በቃ ሁሌ ማለት ነው በቀን ምንም አይነት መጽሐፍ ሳላነብ ወዬ አላውቅም። ሁሌ የሆነ መጽሐፍ መጽሐፍ አነባለሁ ግን መጽሐፍ የማነበው እንደ መጽሐፍ ነው የወሰድኩት በአጠቃላይ የወሰድኩት ነው እንጂ የማነበው መጽሐፍ ይለያያል አንዳንዴ የትምህርት አካዳሚ የሆኑ መጽሐፍቶችን አነባለሁ። ለትምህርት የሚያስፈልጉ የሚያስፈልጉን መጽሐፍቶች አብዛኛው ጊዜ እነሱን ነው የማነበው ማለት ነው። ለምሳሌ አሁን ፈተና ሊኖረን ይችላል የሚሰጥ ነገር የሚሰራ አሳይመንት ነገር ሊኖረን ይችላል የቤት ስራ ምናምን ሊኖረን ይችላል አይደል? አይደል ከዛ እነሱን ለመስራት ምናምን መጽሐፍ ማንበብ አለብኝ የግድ ማለት ነው። እና የትምህርት ቤት መጽሐፍቶች ሳልወድ ራሱ አነባቸዋለሁ አንዳንዶቹ እኮ ያ አስጠሉኝ ራሱ የማነባቸው መጽሐፍቶች አሉ። ለምሳሌ እኔ ታሪክ አይነት መጽሐፍ አልወድም። ግን እንደዛም ቢሆን ሳልወድ አነበዋለው አነባዋለሁ ማለት ነው። እንደ ጂኦግራፊ ኢኮኖሚክስ ምናምን ያሉት ምቾችን ሳልወድ ነው የማነባቸው በቃ ደስ አይደለም ማለት ነው። ሌላ ሌላ መጽሐፍትን የማነባቸው ደስ እያለኝ የማነበው የትምህርት መጽሐፍ ደግሞ አለ ምንድነው ሂሳብ ትምህርት ሂሳብ ትምህርት ወይ ደግሞ ፊዚክስ ትምህርት ሳይደብረኝ ደስ እያለኝ ነው የማነበው ማለት ነው። እሱ የሚሰራ ነገርም ስላለው ደስ ይለኛል ማለት ነው። ሌላ የማነበው መጽሐፍ ደግሞ ዝም ብሎ ስለ ህይወት የሚያወሩ መጽሐፍቶች አሉ አይደል አሁን መንፈሳዊ መጽሐፍቶች ሊሆኑ ይችላሉ ወይ ደግሞ አለማዊ መጽሐፍቶች ሊሆኑ ይችላሉ። እና እነዛ አይነት መጽሐፍቶችም የማንበብ ልማድ አለኝ። እንደውም አሁን መንፈሳዊ መጽሐፍቶችን ማነባቸው ለምሳሌ መጽሐፍ ቅዱስ አንዳንዴ አነባለሁ። እንደውም አሁን የመጽሐፍ ቅዱስ የማንበብ ልምዴ እየጠፋ ነው መሰለኝ። በቃ እያነበብክ አይደለም እንጂ ግን ስላልተመቸኝ ነው እንጂ አነብ ነበር የመር። ግን ብዙም ስለማይመቸኝ ነው የማላነበው እንጂ በደንብ ነው እኔ ማንበብ በምወደው መጽሐፍ ቅዱስን ማለት ነው እና መጽሐፍ ቅዱስን አነባለሁ። ሌላ ደግሞ አዋልድ መጽሐፍቶች የሚባሉ አሉ ከመጽሐፍ ቅዱስ በተጨማሪ በቤተክርስቲያናችን ላይ በቤተክርስቲያናችን ዘንድ ተቀባይነት ያላቸው እንደተሳጽ ያሉት መጽሐፍቶች ማለት ነው። ለሰዎች ህይወታቸው ይቀይራሉ ብሎ ጻድቃን አቦቶቻችን የጻፏቸው አይነት መጽሐፍቶች አሉ። እና እነሱ መጽሐፍቶች እንደውም ከመጽሐፍ ቅዱስ የበለጠ ነው የማነበው። በቃ ማለቴ የሆነ ህይወቴን አሁን መጽሐፍ ቅዱስ ትንሽ ይከብዳል ማለቴ መጽሐፍ ቅዱስ ደግሞ ቱርጋሜው በጣም ከባድ አንዳንድ ዝም ብለን አሁን ለምሳሌ መጽሐፍ ቅንድስ በራሴ አንብቤ በራሴ መተወርኩም አልችልም። ማለቴ መጽሐፍ ቅዱስ ቱርጋሜ በራሳችን መውሰድ አንችልም አይፈቀድም በቤተክርስቲያችን ማለት ነው። ቱርጋሜ ራሱ የመጽሐፍ ቅዱስ ቱርጋሜ አለው ማለት ነው ለእያንዳንዱ የተጻፈው ጽሁፍ ትርጓሜ አለው ማለት ነው እና ከዛ ትርጓሜ ነው። ትርጉም መስጠት የምንችለው እንጂ በራሳችን በስሜት ህዋስ ምናምን መርምረን ይህ ይሄ ነው ትርጉሙ ማለት። ትዕቢትም ነው አይፈቀድም ማለት ነው በቤተክርስቲያን በቤተክርስቲያናችን እና በተቻለኝ መጠን መጽሐፍ ቅዱስም አነባለሁ። ግን አብዳኛው ጊዜ ምንድነው የማነበው አዋልድ መጽሐፍት የሚባሉት። ከመጽሐፍ ቅዱስ ማለቴ መሰረታቸው መጽሐፍ ቅዱስ ነው። ግን በቃ ስለ ሰው ልጆች ህይወት ነው የሚያወሩት። ከዛ እንዴት ምን ምን ችግር እንዳለብን እንዴት ራሳችንን መቀየም እንዳለብን እንዴት ወደ እግዚአብሔር መቅረብ እንደምንችል ስለ እግዚአብሔርም ያወራሉ ማለት ነው። እና እነዚህ አይነት መጽሐፎች እኔ በጣም ነው የምወዳቸው ማለት ነው። እናም እንደዚህ አይነት መጽሐፍቶች እንደውም ብዙ መጽሐፍቶችን አንብቤያለሁ ብዬ አስባለሁ። አሁንም ራሱ ጊዜ ካገኘው ምናምን ለማንበብ እሞክራለሁ እንደዚህ አይነት መጽሐፍ። በጣም ደስ ይለኛል ህይወቴ ራሱ የሚቀይሩ አይነት መጽሐፍቶች ናቸው ማለት ድሮ ያነበብካቸው ራሱ አሁን ላይ እየጠቀሙኝ ነው ለህይወቴ ማለት ነው። አንዳንዴ ተስፋ ልቆጥ ስል አንዳንዴ በቃ ሁሉም ነገር አይሳካልኝም ምናምን ብዬ ሳስብ። በቃ አንዳንዴ ሲከፋኝ ምናምን። ድሮ ያነበብካቸው እነዛ መጽሐፍቶችን እያስታወስኩኝ በቃ ተስፋ ይሆነኛል። ተስፋ አልቆጭም ወይ ደግሞ ዝም ብዬ የሆነ ነገር በቃ ስለከበደኝ ብቻ አልተውም ማለት ነው። እና ያንን ነገር በጣም ጠቅሞኛል ብዬ አስባለሁ። እና ሌላ የማነበው መጽሐፍት ደግሞ ልብ ወለድ መጽሐፍቶች ምናምን ደግሞ አለማዊ መጽሐፍቶችም አነባለሁ። እና እኔ በቃ ያገኘሁትን መጽሐፍ ነው የማነበው መጽሐፍ ይሁን እንጂ እና እኔን የማይጎዳ አይነት መጽሐፍት ለምሳሌ አንዳንድ መጽሐፍቶች እኮ ስናነባቸው የሚጎዱን አይነት መጽሐፍቶች አሉ። እስካሁን አጋጥሞኝ አያውቁም ግን እንዳሉ። ከተለያዩ መረጃዎች አግኝቻለሁ እና እኔ የሚጎዳኝ አይነት መጽሐፍ አይሆን እንጂ በቃ ያገኘሁትን መጽሐፍ ሁሌ ነው የማነበው ማለት ነው።

ጥያቄው ምንድነው የሚለው ሙዚየም መሄድ ትወዳለህ ወይ ነው የሚለው? አዎ እኔ ሙዚየም መሄድ በጣም ነው የምወደው። በርግጥ በትክክል በጣም በደንብ ነው የምወደው ሙዚየም መሄድ በጣም ነው ደስ የሚለኝ ግን ብዙ ጊዜ ወደ ሙዚየም የመሄድ እድሉን አላጋጠመኝም ብዬ አስባለሁ ሁለቴ ብቻ ነው በህይወቴ ዘመኔ ሙዚየምን አይቼ የማውቀው ማለት ነው። እንጂ በቃ ሌላ ብዙም ሄጄ አላውቅም ወደ ሙዚን ቦታ ማለት ነው። እና እኔ ግን አሁን ላይ ወደ ሙዚየም ወደ ትላዩ ሙዚየሞቹ ቢል ደስ ይለኝ ነበር እና ከአሁን በኋላ ለመሄድ እያሰብኩ ነው። ማለቴ በራሴ ገንዘብ ምናምን ስም ጊዜ ገንዘብ ምናምን ስለሚያስፈልግ ብዙ ጊዜ የመሄድ ከዚህ በፊት የመሄድ እድል አላገኘሁም ሁለቴ ግን ሄጄ አውቃለሁ። ሁለቴ መቼ መቼ ነው የሄድኩት? ለመጀመሪያ ጊዜ የሄድኩት ስድስት አመት እያለው ያ የመቀሌ ውስጥ የሚገኝ ሙዚየም አለ የአጼ ዮሐንስ ሙዚየም መሰለኝ የአጼ ዮሐንስ ቤተ መንግስት ሙዚም መሰለኝ መቀሌ ውስጥ የሚገኝ አለ ወደዛ ሄደን ነበር ማለት ነው። ስድስት አመት እያለ ዱሮ ማለት ነው ትንሽ ልጅ ምናምን እያለው በቃ ምንም ትውስታም ራሱ ብዙም የለኝም ማለት ይቻላል። የዛኔ አስተማሪዎቻችን ምናምን ይዘውን ሄደው ነበር። በሁለተኛ ጊዜ የሄድኩት ሙዚየም ደግሞ የሳይንስ ሙዚየም ነው የሚለው መቀሌ ውስጥ የሚገኝ ቦታ ነው እንደውም መቀሌ አሜሪካን ኮርነር ነው የሚባለው። ያ ቦታ እንደ ከአሜሪካ ጋር የተያያዘ ስራ ስላለው የሆነ እንትን ምንድነው? የሚባለው ያ ስፔስ ሳይነስ ምናምንም ይሰራበታል ቦታው ማለት ነው። እና የሳይንስ ሙዚየም ነው የሚባለው ያው ቦታ ማለት ነው። እና እሱን መቼ ነው የሄድኩት? ዘጠነኛ ክፍል እያለሁ ማለት ነው ዘጠነኛ ነበርኩ አስረኛ አስረኛ አስረኛ ክፍል እያለሁ ነበር የሄድኩት። ከሶስት አመት በፊት ማለት ነው እና እንዴት ነው የሄድነው ወደዛ ሙዚየም ራሱ እንትን ማለት በትምህርት ቤት ነው የሄድነው እንዴት ነው የሄድነው? እንትን ትምህርት ቤታችን ውስጥ ከፍተኛ ውጤት ያመጣ ተማሪ ማለቴ ከአንድ አንደኛ ሁለተኛ ሶስተኛ የሚወጣው ከየክላሱ ወደ ተለያዩ የሙዚቀን ቦታዎች ምናምን ይወሰዳል ወደ ትላልቅ ቦታዎች ማለቴ እንደ አጋጣሚ ወደ ሙዚየም የዛን ጊዜ ወሰዱን እንጂ ዘጠነኛ ክፍልም ሁሌ ከአንደኛ እስከ ሶስተኛ ነው የምወጣው እንደውም ሁሌ አንደኛ ነው የምወጣው ከዘጠኝ እስከ አስራ ሁለት አንደኛ ነበር የምወጣው እና የዛን የዛን ጊዜ ብቻ ነው ግን ወደ ሙዚህ የሚወሰዱን እንጂ ከዛ በፊት ምናምን ከዛ በኋላ የሆነ ወደ ፋብሪካ ምናምን ነው የሚወስዱን የሆነ ልምድ እንድናውቅም ምናምን ስለሚፈልጉ ማለት ነው። የሆነ ለምድን እንዲኖረን ምናምን ሲፈልግ ስለሚፈልጉ አብዛኛው ጊዜ ወደ ሙዚየም አይወስዱንም የዛኔ አንድ ጊዜ ብቻ ወደ ሙዚየም የወሰዱን ማለት ነው። ዘጠኝ ክፍል እያለሁ ከዛ የዛኔ ስሄድ ዘጠንኛ ክፍል ነበርኩኝ እና ስሄድ ሳይንስ ሙዚየም ነው የሚባለው ከዛ እዛ ቦታ ውስጥ በቃ ደስ ደስ የሚሉ ሳይንስን ሳይንስን እንትን የሚሉ የሳይንስ ስራዎችን የሚያሳዩ ነገሮች አሉ እዛ ሙዚየም ውስጥ ማለት ነው። ለምሳሌ የፀሀይ ስዕል አለ በቃ ፀሀይ እኔ በጣም ያስገረመኝ እንደውም ከሁሉም በላይ ያ የፀሀይ ስዕሉ ነው እኔ ሰአሊ መሆን ስለምፈልግ መሰለኝ በእጅህ የተሳለ ነው ከዛ በቃ በጣም ሀይለኛ እዛ ፀሀይ ማለት ፀሀይ ላይ በጣም ሀይለኛ ነበልባል እንዳለ ምናምን ነው በጣም የሚያሳየው ስዕሉ ማለት ነው። እና ከሁሉም በላይ የወደድኩት እንደውም ስዕሉ ነበር የፀሀይ ስዕሉ ማለት ነው። ሌላ እዛ የሳይንስ ሙዚየም ውስጥ ምን ምን ነገር አሉ? የሆነ የሉል የአለማችን ሉል የአለማችን ሉል የመሬትን ማለት ነው እና የመሬት ስዕል አለ የቬኑስ የተለያዩ አሉ አይደል እነዛ የሚባሉት ፕላኔቶች እነዛ የነዛ እንትናት አሉ ማለት ነው በልዑል መልክ የተሰሩ አሉ እዛ ሳይንስ ሙዚየም ውስጥ ማለት ነው። ሌላ ሳይንስ የፀሀይ ቀመመ ማለቴ የ እንትን የሰዓት ቀመር ለምሳሌ አሁን መሬት ላይ አሁን ላይ አስር ከአስር ነው ያለው አስር ሰዓት ላይ ነው። እና ቤንስ ላይ ስንት ነው የሚሆነው? ሌላ ሜርኩሪ ሌላ ቦታ ላይ ስንት ሰዓት ነው የሚሆነው ምናምን የሚለው? የሚለው ነገር አመታትን የሚያሳይ እንደ ካላንደር አይነት አለ እዛ ማለት ነው። እና በቃ እኔ በጣም ነበር ደስ ያለኝ ደግሞ ያ ሙዚየሙ እንትን በመጋረጃ ምናምን እየተሰራ ነው መጋረጃ ምናምን አለው። በቃ የተለየ ነው በቃ እና እዛ ላይ ደግሞ ኤሮ ስፔስ ምናምን መማር የሚፈልግ ሰው ደግሞ እዛ ያስተምራሉ እንደ ጎን ለጎን ከትምህርት ጎን ለጎን ኤሮስፔስ ምናምንም ያስተምራሉ ማለት ነው። በቃ በጣም ነው ደስ የሚለው ቦታው በድጋሚ እንደውም ሄጄ እጎበኛለሁ እጎበኛለሁ እያልኩኝ አልሄድኩም እስካሁን። ለሶስት አመት በፊት ነበር የሄድኩት እና ሙዚየም መሄድ እወዳለሁ። በጣም

ጥያቄው ምንድነው የሚለው፣ "ምን አዲስ ነገር መማር ትፈልጋለህ?" ነው የሚለው እኔ እንደውነቱ ለመናገር ብዙ አዲስ ነገሮች መማር እፈልጋለሁ ማለት ነው። በጣም ብዙ ማለት ነው። ለምሳሌ ምን መማር እፈልጋለሁ እኔ ግራፊክ ዲዛይን መማር እፈልጋለሁ። እንደውም ጀምሬው አውቃለሁ አንድ ጊዜ ግን አቋርጬዋለሁ ምንም አልመች ብሎኝ አልመች ስላለኝ የዛን ጊዜ አቋርጬው ነበር እና አሁን እሱን እንደ አዲስ ጀምር እንደ አዲስ እጀምረውና እሱን ነገር እማራለሁ ብዬ አስባለሁ። እስከ ሰኔ ግራፊክ ዲዛይን ተምሬ እጨርሳለሁ ብዬ ተስፋ አደርጋለሁ ማለት ነው። ለሁለተኛ ደግሞ በጣም መማር የምፈልገው አዲስ ትምህርት ማለት ነው ፕሮግራሚንግ መማር እፈልጋለሁ። መስከረም ላይ ሶፍትዌር መግባት ነው የምፈልገው እግዚአብሔር ከፈቀደው ሶፍትዌር ዲፓርትመንት እገባለሁ ብዬ ቀጣይ አመት ተስፋ አደርጋለሁ፤ እና እና ለዛ እንዲያግዘኝ አሁን ላይ ፕሮግራሚንግ ማለት ቲ ፕላስ ፕላስ ጃባ ምናምን መማር እፈልጋለሁ ማለት ነው። ኤአይ ማሽን ምናምን ላይ ደግሞ ቀስ እያልኩ ለመማር እያሰብኩ ነው። እና አሁን ላይ አሁን ላይ በዋናነት መማር የምፈልጋቸው ግራፊክ ዲዛይን እና ፕሮግራሚንግ ነው መማር የምፈልገው ማለት ነው። ኤች ቲ ኤም ኤል ያ ቀላሉ ኮድ ማድረግ ምናምን መማር እፈልጋለሁ ማለት ነው ለቀጣይ አመት እንዲያግዘኝ ምክንያቱም እኔ ሶፍትዌር ዲፓርትመንት አጥንቼ በሶፍትዌር መስራት ስለምፈልግ ማለት ነው፤ እና በዛም ማስተር አደርጋለሁ ብዬ ተስፋ አደርጋለሁ። ማለቴ ዩኒቨርሲቲያችን ውስጥ ምን ምንድነው ያሉን ማለት ማስተር ለማድረግ ሶስት አራት አመት ነው የሚፈጀው መጀመሪያ ሶፍትዌር ለመማር አምስት አመት ነው በአጠቃላይ ከአንድ አመት ፍሬሽማን አለ ከዛ አራት አመት ደግሞ ሶፍትዌር ዲፓርትመንቱን እንማራለን ከዛ በአምስት አመት ነው የምንመረቀው ማለት ነው፤ ግን አሪፍ ውጤት የምናመጣ ከሆነ ለሴቶች ከ ስሪ ፖይንት ሰቨን ፋይፍ ከ ሶስት ነጥብ ሰባት አምስት በላይ ሴቶች የሚያመጡ ከሆነ በየአመቱ ማለት ነው ከዛ በላይ ውጤታቸው ከዛ በላይ ከሆነ ለወንዶችም እንደዛ መሰለኝ እኔንጂ እርግጠኛ አይደለሁም እና እንደዛ ከሆነ ማስተር አንድ አመት ብቻ ጨምሮ በስድስት አመት ማስተርም ይዛችሁ መውጣት ትችላላችሁ ምናምን ብሎ ስላሉን እሱን ለማድረግ አሁን ላይ በጣም እያጠናሁ ምናምን ነው ማለት ነው በጣም በጣም እንኳን አይደለም ግን የተቻለኝን እየሞከርኩ ነው እና አሁን ቀጣይ አመት ሶፍትዌር መማር ስለምፈልግ ለቀጣይ አመት ሶፍትዌር እንዲያግዘኝ አሁን ላይ እስከ ሰኔ ፕሮግራሚንግ ፕሮግ ፕሮግራሚንግ ዳታ አናላይሲስ ምናምን የሚሉት መማ ለመማር መማርን እንፈልጋለን ማለት ነው። እንደውም ይሄንን እንዴት ነው የምማረው እንደውም እኮ በዚህ ሳምንት ይሄ ትምህርት መጨረስ አለብኝ ማለቴ ትምህርት ቤታችን ምንድነው በትምህርት ቤታችን ህግ የወጣ እንደውም አለ ኢትዮ ኮዶርስ የሚል አለ አምስት አምስት ሚሊን አምስት መቶ ሚሊን ኢትዮጵያን ኮደርስ የሚል አለ ያን በአረብ ኤምሬት ምናምን በጎ ፈቃደኝነት የተሰጠ እድል ነው ማለቴ በነፃ ነው ያ ትምህርት የሚሰጠው ማለት ነው፤ እና ለኢትዮጵያውያን የተሰጠ እድል ሆኖ እዛ ፕሮግራሚንግ መማር ይቻላል ዳታ አናሊሲስ ምናምን የሚሉ አሉ እነዛ ማለት ነው፤ እና ዩኒቨርሲቲያችን ውስጥ እነሱን መማር ግዴታ እንደ ግዴታ አድርገውታል አሁን ላይ ማለት ነው። እነሱን ሳትማሩ ለቀጣይ ሴሚስተር እንደውም ምዝገባ አይፈቀድም ብለውናል እና እኔ ገና ነኝ እንደውም ምዝገባችን ደግሞ እሮብ ነው አሁን ዛሬ እሁድ ነው እንዴት እንደምጨርሰው እስከ እሮብ አላውቅም። እንደውም ፈጠን ፈጠን ብዬ በደንብ ሳይገባኝ ማለፍ አልፈልግም አናግራቸዋለሁ ወይም እነዛ ቢሮ ሄጄ ምናምን ትንሽ ጊዜ እንዲሰጡኝ አናግሬያቸው እንደውም እሱን መማር በራሴም ሳይሉኝም በፊት እኔ ጀምሬው ነበር ትምህርቱ እና ያ አዲስ ነገር መማር እፈልጋለሁ ማለት ነው። ቅደም እንዳልኩት ግን አንደኛ የምፈልገው ከፕሮግራሚንግም በፊት ምንድነው መማር የምፈልገው ግራፊክ ዲዛይን ነው መማር የምፈልገው። ምክንያቱም እኔ እዛ ላይ የሆነ አንደኛ ነገር ተሰጦ አለኝም ብዬ አስባለሁ። ሁለተኛ ነገር ደግሞ ደስ ይለኛል የሆነ ነገር ስትሰራው በጣም ደስ የሚለህ የሚለው የሚለህ ነገር አለ አይደል ለኔ ግራፊክ ዲዛይን እንደዛ ነው በቃ። ወረቀት የሆነ ነገር ስዕል ስስል የሆነ ሎጎ ምናምንም በወረቀት ራሱ እኮ እሞክራለሁ እና በላፕቶፕ ምናምን በጣም ችሎታው እንዲኖረኝ እና በዛም የመስመር ስራ መስመ መስራት ስለምፈልግ የግድ እስከ ሰኔ ምናምን ያ ግራፊክ ዲዛይን አዲስ ነገር መማር እፈልጋለሁ ማለት ነው። ሌላም አሉ ብዙ ነው መማር የምፈልገው እኔ ማለት ነው። የእጅ ስራዎችም አሉ አንዳንድ የእጅ ስራዎችን መማር የምፈልገው ለምሳሌ ሹራብ መስፋትን መማር እፈልጋለሁ ማለት ነው። እስከ ሰኔ ምናምን ምናልባት ግራፊክ ዲዛይን ከጨረስኩኝ መማር ማለት ነው ግራፊክ ዲዛይን እና ፕሮግራሚንግ መማር እስከ ሰኔ ከጨረስኩ ከክረምት ደግሞ ሌላ ነገር እማራለሁ ብዬ አስባለሁ ማለት ነው። እንደ ሹራብ መስፋት ምናምን ማለት ነው እና እኔ በጣም ብዙ ነገሮችን ነው መማር የምፈልገው። አንደኛው ግራፊክ ዲዛይን ነው ማለት ነው ሁለተኛው ደግሞ ፕሮግራሚንግ